ገመድ ትጠቀማለህ የሚለው እንግዲህ ገመድን መጠቀም ታውቃለህ? የሚለው ጥያቄ እንግዲህ አሪፍ ጥያቄ ነው እንግዲህ ገመድ በሚገባ እጠቀማለሁ ጥሩ በሆነ ሁኔታ እጠቀማለሁ እና እንግዲህ በጣም አሪፍ በሚባል ሁኔታ እጠቀምበታለሁ ገመድ እና እንዲሁም ደግሞ ጥሩ በሆነ ሁኔታ የማከናውንበት ሂደት አለና ገመድን በጣም ጥሩ በሚባል የገመድ አያያዝ ወይም ደግሞ የገመድ አወቃቀር ወይም ደግሞ ገመድ መጠቀም በጣም ደስ ከሚለኝ ነገሮች ውስጥ አንዱ ነውና ትልቅ የሆነ የገመድ የምጠቀምበት ወይም ደግሞ ገመድን በተለያየ መንገድ የምትጠቀምበት ሂደት አለና እንግዲህ የመጀመሪያው ስንመለከት አካባቢ ላይ ይሄን ደግሞ በአርብቶ አደሮች አካባቢ ላይ ከብቶች የሚታሰሩበት ነው ማለት ነው ገመድ እንግዲህ ስንመለከት ማለት ነው የተለያዩ ከብቶች እንዲሁ ደግሞ ፍየሎች እንዲሁ ደግሞ በጎች እንዲሁ ደግሞ የጋማ ከብት የምንላቸው እንደ አህያ ፈረስ እንዲሁም በቅሎዎች የምንላቸው ነገሮች እያንዳንዳቸው የሚታሰሩበት ነው እንግዲህ ገመድ እንግዲህ ገመድን ስናይ ትልቅ የሆነ ለእንስሶች ጥሩ የሚባል እነሱን አንድ ቦታ ታስረው በሚገባ እንዲበሉ የሚያደርግ እንዲህም ደግሞ የዚህ እነሱን እንሳሳዎች አርቢ ወይም ባለቤቱን እርፍ ብሎ ሌላ ስራን መስራት የሚችልበት አማራጭ አለ እነዚያ ከብቶች ሲታሰሩ ወይም ደግሞ እነኛ እንስሶች ሲታሰሩ ማለት ነው አሪፍ ግጦሽ ካለ እዚያ ላይ አስሮ የሚፈልገውን ነገር መስራት የሚችልበት ሂደት አለና ከዚህ ጋር ተያይዞ ትልቅ የሆነ የሞያም ሆነ የ የከብቶችን ማብላት እንደሆነ ይችላል እንዲሁ ደግሞ አስሮ ጥሩ እንዲግጡ ወይም ደግሞ ጥሩ ቦታ ላይ ተንቀሳቅሰው እንዲህ ወይም ደግሞ ካሉበት ወደ ሌላ ቦታ እንዳይሄዱ አዝመራ ውስጥ እንዳይገቡ ሊሆን ይችላል እንዲህም ደግሞ እንዲሁ ሳሩንም በቀላሉ የማጥፋት ሀይል ስላላቸው የተቆጠበ የተቆጠበ እንዲበሉ የማድረግ ክህሎትም ነውና በብዙ መንገድ መመልከት እንችላለን ማለት ነው ገመድ እንግዲህ እንዲሁም ደግሞ ለሌላ ነገር ስንመለከት ለምሳሌ የተለያዩ ለመጎተት የምንጠቀምበት ሂደት አለ ለመጎተት ስል ለምሳሌ የኩሬ ውሃን ውስጥ ወይ ወይ ውሃ ከተቆፈረ በኋላ እዛ ውስጥ ውሃ ከተከማቸ በኋላ ውሃውን ለማውጣት ያንን ገመድና እዛው ቱታን ነገር ውስጡ ገመዱ ላይ አስረን ቶታሉን እንለቀዋለን በገመዱ እየጎተትን የምንፈልገውን ያህል ውሃ የምንቀዳበት ሂደት ይሆናልና እንግዲህ ገመድ በጣም ብዙ ጥቅሞች አሉት ማለት ነው ገመድን ስንመለከት ምክንያቱም ገመድ እንግዲህ የተለያየ እንቅስቃሴ ስናደርግ የተለያየ ቦታዎች ስንሄድ እንዲሁ ደግሞ እንዳልኩትም በገጠር ቦታ ላይ የተለያዩ ጭነት ሲጫኑ ለምሳሌ ይሄ የተለያዩ ኩንታል አይነት ነገሮች ሲጫኑ ገመድ እንግዲህ በደንብ ያስፈልጋል በገመድ ተጭነው ወደ ከተማ ቦታ የሚሄዱበት ሂደት አለ ሀያል ላይ ተጭነውና ያንን እንግዲህ አየር የተጫነው ነገር በሚገባ የሚይዘው ገመድ ነውና ብዙ ጠቀሜታ ብቻ አሉት ማለት ነው እንደ አጠቃላይ ገመድ ይሄንን ስንመለከት እንግዲህ የገመድን ጥቅም ብዙ ጥቅሞች አሉት እንዳልኩት እንዲሁም ደግሞ የተለያዩ ሰዎች ለምሳሌ አሁን ተፈተው ወይም ደግሞ ከታሰሩበት ሲለቀቁ የቦረቁ ወደ አልታሰበ ቦታ የሚሮጡበት ሂደት አለ እና ያ ያንን ደግሞ በቀላሉ መቅረፍ ይቻላል በዚህ በገመዱና በጣም በደንቡ አጥብቆ በማሰር ትልቅ የሆነ የከፎችን የማብላትም ሆነ ጥሩ የሚባል የእድገት እድሜያቸውን ይጨምራል እንዲሁ ደግሞ ጥሩ የሆነ የማወፈር ሂደት ላይ ካዳን በሚገባ በደና ገመድ አስረን ማወፈር ይኖርብናል ብሮቹን እና ገመድ እንግዲህ እንደ አጠቃላይ ትልቅ የሆነ ጥቅም አለው ማለት ነው እንግዲህ ስመለከተው እና ገመድን በጥሩ መንገድ ከተጠቀምን በጣም ጥሩ የሚባል ሁኔታ ሊጠቅመን ይችላል ማለት ነው እንዲህ ደግሞ ገመጅን በአግባቡ ከተጠቀመን ጥሩ የሆነ አገልግሎት ይሰጠናል ማለት ነው በአጠቃላይ ይሄን ይመስላል እንግዲህ

ምን አይነት ሙዚቃ ትወዳለህ የሚል ጥያቄ ነው? እንግዲህ የምወደው ሙዚቃ ብዙ አይነት ሙዚቃዎች አሉ። እንግዲህ በሀገራችን የሚዘፈኑ የአማርኛ ሙዚቃዎች እና በጣም ብዙ ሙዚቃዎች አሉ ከዛ ውስጥ ደግሞ በጣም ደስ የሚለኝ ሙዚቃ። እንዲሁ ደግሞ በጣም ውስጤን የሚያስደስተውና በጣም የሚያረካኝ የሙዚቃ አይነት እንግዲህ ትልቅ የሆነ የሙዚቃ ባለሙያ አንድም ደግሞ ትልቅ የሆነ አንጋፋ የሆነ የሙዚቃ አልበም ባለቤት ትልቅ ሰው። ነውና እና እንግዲህ በዛ ሙያ ላይ በጣም ብዙ አመታት የቆየ ሰው ነው። እንግዲህ ሰውየው ስሙም ወይም ደግሞ የሙዚቃ ባለሙያውም አርቲስቱም እንግዲህ ኤፍሬም ታምሩ ይባላል በጣም ደስ ይለኛል በጣም ውስጤ ያለውን ነገር የሚዘፍን ነው የሚመስለኝ። እና በጣም በጣም በጣም ደስ የሚለኝ የሙዚቃ ቅንብር ወይም ደግሞ ቅኝትን ነው የሚያደርገው እና በጣም ደስ የሚል እሳቤን ይዞ ነው የሚዘፍነው። ወይም ደግሞ በጣም ከብዙ ነገር አማክሮ ነው የሚዘፍነው። እና ሙዚቃዎቹ በጣም ልዩ ልዩ የሚባል ሁኔታ የሚያስደስቱኝ ወይም ደግሞ በጣም የምረዳቸው ናቸውና ታይዞ ትልቅ የሆነ ውስጤን የሚያስደስት የሙዚቃ ክብሮትን ሲያስተናግድ የተው አለ። ወይ ደግሞ በብዙ መንገድ እሺ ተውነው ወይም ደግሞ በጣም ደስ በሚል ሁኔታ ስራዎቹን ሲያቀርብ ተመልክቻለሁ። እና በጣም ደስ ይላል እንግዲህ ሙዚቃን ስንመለከት እኔ በጣም ሙዚቃ በጣም ደስ ይለኛል። ሙዚቃ ሙሉ በሙሉ እና ሙዚቃን እንግዲህ ስመለከተው በጣም ለኔ ትልቅ ቦታ ያለው ነገር ነው ብዬ ነው የማስበው። ምክንያቱም ብዙ ከሰዎች ጋር እንደዚህ እንደዚህ እንደዚህ እያልኩ የተለያዩ ወሬዎችንም ሆነ የተለያዩ ነገሮችን ለማድረግ ያን ያህል ብዙም ፍላጎት የለኝም። ስራዬና ስራዬ ላይ ብቻ ነው የማተኩረውና ስልኬ ተጠቅሜ በጣም ሙዚቃን ከሙዚቃ ጋር ነው የምቆየው ማለት እችላለሁ። እና በጣም ደስ ይለኛል ጥሩ ጥሩ ሙዚቃዎችን መስማት በጣም ያደስተኛ እና እና አጠቃላይ ትልቅ የሆነ ስሜት አለው ማለት ነው። እንግዲህ ሙዚቃን ማከታተል ወይም ደግሞ መስማት ማለት ነው። እንዲሁም ከሙዚቃ ጋር ተያይዞ ትልቅ የሆነ የክላሲካል ሙሉ የ ትልቅ ተፈጥሮን የሚገልጽ የክላሲካል ሙዚቃንም እሰማለሁ እና እነኛ ሙዚቃዎች በጣም በጣም ውስጤ የደስ የሚልባቸው ክላሲካሎች ናቸው ማለት ነው። እንግዲህ ክላሲካል ስንመለከት በጣም ከውስጣችን የወጣ ነገር እስከሚመስል ድረስ ነው በጣም የሚኮረኩረን ወይም ደግሞ ስሜቱን የሚነግረንና በጣም ደስ የሚል ሂደት አለው ማለት ነው። ክላሲካል ትልቁን ቦታ ደግሞ መመልከት ያለብን ዋነኛው ከስራችን ጋር ልሄድ የሚችልን ሙዚቃ ወይም ክላሲካል መስማት ይኖርብናል። አንዳንዴ ድብርት ሲይዘን አንዳንዴ በተለያየየ ምክንያት ስራ ስንፈልገው ደግሞ ካልገባን እንዲሁም ደግሞ በሆነ አጋጣሚ የተለያዩ አስደሳች ነገሮችን ስሰማ ደስ የሚለው ሙዚቃዎችን የፈለግን እንጽፋለን ወይም ደግሞ እናዳምጣለን። እና ትልቅ የሆነ የሙዚቃ ኢንዱስትሪው ላይ በሀገራችን በሚገባ የተሰራ ነው ብዬ ነው የማስበውና ወደፊትም የተሻሉ የሙዚቀኛ አርቱ ላይ የተሰማሩ ሰዎች በጣም እንደሚጨምሩ ምንም ጥርጥር የለውም ብዬ ነው የማስበው። እና እንደ አጠቃላይ ብዙ መመልከት እንችላለንና እንግዲህ እንዳልኩት የሙዚቃ ግሩብ ወይም ደግሞ የሙዚቃ ኢንዱስትሪውን ስንመለከት በጣም የተሰራበት ያለ ኢንዱስትሪ ነው። አሁን አሁን ላይማ በተለይ በጣም ደስ የሚል የሙያ ሂደት ወይም ደግሞ የሙያ ስነልቦናን ተመልክቶ አስመልክቶ በጣም ጥሩ የሚባል የሚሰራበት ሂደት ነውና እንደ አጠቃላይ ትልቅ የሆነ ጥቅም የሚዘወርበት ወይም ደግሞ ትልቅ ይሄ ሞያዊ ክህሎት የሚንቀሳቀስበት የኢንዱስትሪ ሂደት ነውና ወይም ደግሞ የወደቀ ሂደት ነውና። በጣም ከዚህ በላይ ወደፊትም እንደሚሰራ ምንም ጥርጥር የለውም እና በጣም ደስ ይላል። አሁን ባለው ነገር

የምትወደው ስፖርት ምንድነው የሚል ጥያቄ ነው? አሪፍ ጥያቄ ነው እንግዲህ ስፖርት ለጤናችን በጣም ጉልህ አስተዋጽኦ ያለው ነገር ነው። እና ስፖርት ጥሩ የሚባል የአካል ብቃት እንቅስቃሴ የምናደርግበት ሂደት ነውና ስወርትን ስናይ እንግዲህ በተለያየ አማራጭ የተለያየ መንገድ ትልቅ ውጤት የምናስገኝበትም ደግሞ አቅማችንን የምንገነባበት እንዲሁ አካላችንን የምንገነባበት ጤናችንን የምንጠብቅበት ነውና። ስፖርት ትልቅ የሆነ የሰውን የአሰሳሰብ ሂደት በሚገባ የሚለውጥም ደግሞ ትልቅ በሆነ የ ንግር ወይም ደግሞ የአገልግሎት ሂደት የሚያስተካክል ነው ብዬ አስባለሁ። እና ስፖርት እንግዲህ ስንመለከት በዚህ አይነት መንገድ እንጠቀማለን ወይም ደግሞ ስፖርትን እንሰራለን እና ለምሳሌ የምትወደው ስፖርት የሚለው እንግዲህ ከስፖርት ጋር ተያይዞ ኳስ መጫወት ደስ ይለኛል ማለት ነው። ኳስ በደንብ መጫወት ደስ ይለኛል። እንዲሆም ደግሞ ከስፖርቶች ደግሞ የተለያዩ ለምሳሌ ኩሻፕን ወይ ደግሞ እኔ እንኚ ዲጋፕ የሚባለው የተለያዩ ክብደቶችን ማሳተም ሊሆን ይችላል እና እነኚህ እነኚህም ነገሮች ጥሩ ደስታን የሚሰጡ ነገሮች ናቸው ብዬ ነው የማምነው። እና ትልቅ የሆነ የአሰራር ሂደትን የሚከናውንበት ነውና እና አጠቃላይ ጥሩ የሚባል የስፖርት የጨዋ አጨዋወትም ሆነ ጨዋነት ይኖራል ማለት ነው። ለአጠቃላይ ይህን ይመስላል እንግዲህ ሁሉም ነገር

ይቅርታ መጠየቅ ቀላን ነው የሚል ጥያቄ ነው። እንግዲህ መጠየቅ እንግዲህ በሚገባ አሪፍ የሆነ የይቅርታ አጠያቅ። ሂደት ቢኖርም እንግዲህ ይቅርታን መጠየቅ ከበድ ቢልም እንግዲህ ይቅርታ ካጠፋን ይቅርታ ማለት የግድ ይኖርብናል ብዬ አስባለሁ። እና አንዳንድ ጊዜ ሳናጠፋም ሰዎችን ይቅርታ የምንልበት ሂደት አለ እንዳጠፋ ሆነና ይቅርታ ማለት የበታችነት ስሜት ነው። የሚመስለንና ግን ይቅርታ ማድረግ እንግዲህ ከአእምሮአችን ሆነን ወይም ደግሞ ከጤናችን ሆነን የምንቀጥልበት ሂደት ነው ብዬ አስባለሁ። እና እንዲሁ ደግሞ በቀላሉ ቂም ሳንይዝስ በሰዎች ላይ እንድንተው የሚያደርገን ነው ብዬ ነው የማስበው። ይቅርታ እና ለምሳሌ አንድ ስራ ላይ የተሰማራ ሰዎች ሁለት የተሰማሩ ሰዎች ቢኖሩ እነኛ ግለሰቦች። በአጋጣሚ ቢጋጩ በዛ የተጋጩበት ወይም ደግሞ የ እዛ ያልተግባቡት ነገር ላይ ጥሩ በሆነ ሁኔታ ወይም ደግሞ ጥሩ በሆነ የ አለመግባባት ሂደት ሊሆን ይችላል። ወይም ደግሞ ቅራኔ ቢኖር ለምሳሌ አንደኛው ሳያጠፋ አንዱ ቢያጠፋ ያጠፋው ሰውዬ ከዛ ሰውዬ ራቅ የማለት ባህሪ ሲያሳይ ያንን ጥያቄ ጠይቀውና ምክንያቱም እንደዚህ የሚለውን ይጠይቀዋል እንደዚህ እንደዚህ ያጽፍታል እኮ እንደዚህ እንደዚህ አድርግተሃል ሲል ያኛውን በቃ ሽቅርታ ስላላወቅኩ ነው ሊል ይችላል። ደግሞ አሁን እንደዚህ አድርጌለሁ ይሄን ይሄን ስላልደረኩ ነው ሊለውም ይችላል። እና በብዙ መንገድ ይቅርታ መጠየቅ አይከፋም ብዬ ነው የማስበው ምክንያቱም ለምሳሌ ከአንድ ሰው ጋር እንጋጭና አለመግባባት ነገር ቢፈጠር ከዛ ሰውዬ ጋር የምናደርገውን የእንቅስቃሴ ሂደት ወይንም የሙያዊ ስረነቦና ጋር ተያይዞ ትልቅ የሆነ ጫናን የሚፈጥርበት ነው ብዬ አስባለሁ። ምክንያቱም ትልቅ የሆነ የአስተሳሰብ ለውጥ የሚመጣው እንግዲህ የተለያዩ ነገሮችን መተውስን ጀመረኝ ደግሞ እያየን እያየን የምንሆንበት ጊዜ ነው ብዬ አስባለሁ። እና እንደ አጠቃላይ ይሄን ታሳቢ ማድረግ ትልቅ የሆነ የአመለካከት ለውጥን ማምጣት ይቻላል ብዬ አምናለሁ። በእኔ በኩልና ትልቅ የሆነ የአስተሳሰብ ብልህነትና የአስተሳሰብ ሙያዊ ጨዋነትም ስጋታ ይዞ ትልቅ የሆነ የመግባባት ክህሎት መኖር አለበት ብዬ አስባለሁ። እንግዲህ ጥሩ ግንኙነት በምናደርግበት ጊዜ ወይም ደግሞ ጥሩ ይቅርታ በምናደርግበት ጊዜ አንደኛ ቂም ይዘን አንቆይም ሁለተኛ ወደ ራሳችን ስራ እንገባለን እና ሶስተኛ ደግሞ በሰዎች ላይ የተለያየ ቂም ስንይዝ የነኛ ሰዎችን ለማጥፋት እንሞክራለን ደግሞ ከዛ ከነበሩበት ቦታ ወደ ሌላ ቦታ እንዲሄዱ እንዲርቁ ለማድረግ እንሞክራለን። እና በብዙ ወንገድ መመልከት እንችላለን እንግዲህ እንደ አጠቃላይ ያው በተወሰነ መንገድ እንግዲህ በሰዎች ይቅርታ ማድረግ በጣም ጥሩና በጣም ሰላማዊ ህይወት ለመኖር በጣም ትልቅ ጉልህ ሚና አለው ብዬ ነው የማስበው። ምን እንደተረዳሁት እና እንግዲህ ለሰዎች ጥሩ ማድረግ ጥሩ ይከፍላል እና ጥሩ ካደረገ በሚገባ ይከፈላል ማለት ነው። እና ይሄን ታሳቢ በማድረግ የተሻለ ውጤት ደግሞ የተሻለ ለውጥ ሲመጣ ትልቅ የሆነ የስራ ሂደት ወይም ደግሞ ሙያዊ ክህሎትን ከይቅርታ ጋር በሚገባ ማገናኘት ይኖርብናል ብዬ አስባለሁ። እና ይቅርታ ካደረገን በቀላሉ ሰላማዊ ህይወት እንኖራለን እንዲሁም ደግሞ ሰላማዊ የሆነ መኝታን ተኛለህ እንዲሁ ሰላማዊ የሆነ ቤት ውስጥ የመኖር ጥበብን እንማራለን። እና እንግዲህ ስህተት ከሰው ልጅ አይጠፋምና ያ ስህተት እንዳለ ቢሆንም ከበጊዜ ሂደት ደግሞ ከዛ ከስተት የሚማርበት ይደሳሉና ትልቅ የሆነ የ ይቅርታን የማድረግ ጥበብ በደንብ መልመድ አለብን ብዬ አሽባለሁ። እኔ እንደተረዳሁት እና ከዚህ ጋር ተያይዞ ትልቅ የሆነ ይቅርታ ሰጠረዥን መጠቀም ይኖርብናል ብዬ አስባለሁ። እና አጠቃላይ እና ጥሩ የሚባል የይቅርታ ህይወትን መጠቀም አለብን እና ይሄን ይመስላል እንደ አጠቃላይ ማለት ነው እንግዲህ ጥሩ የሚባል ሁኔታ ማድረግ እንችላለን ማለት ነው። ይቅርታ ሲኖር ጥሩ ነው

በመስመር ላይ ቪዲዮ ትመለከታለህ የሚል ጥያቄ ነው አሪፍ ጥያቄ ነው እንግዲህ በመስመር ላይ ቪዲዮ የለያዩ ቪዲዮዎች እመለከታለሁ ማለት ነው። ያው የምመለከትበትም ቦታ ግን ጥንቃቄ በተሞላበት መንገድ ነው የምመለከተውና ትልቅ ጥንቃቄ የሚያስፈልገው ቦታ ላይ ይኖራል። እና ያንን እየተጠቀምኩ ነው ማንኛውንም የሶሻል ሚዲያ ሊሆነ ይችላል። ደግሞ የማህበራዊ ድህረ ገጾች የምጠቀመው አና ከዚህ ጋር ተያይዞ ጥንቃቄ መደረግ ያለበት ነገር አለ ብዬ አስባለሁ። እና ለምሳሌ በጥሩ ቪዲዮ የተቀረጹ ስራዎችን በጥንቃቄ የመመልከት ወይም ደግሞ በጥራት መመልከት ትልቅ የሆነ ጥቅም አለው ብዬ አስባለሁ። ምክንያቱም ያ ቪዲዮ ወርጦ ወይም ደግሞ በተለያየ ሁኔታ ኢዲት ተደርጎ የሚለቀቅ ሊኖር ይችላል። እና ወጡን ግን ካየነው ጥሩ የሚባል እውቀትን አንድ ላይ ኢንተርቪው አልግሎትን የምናስብበት ሂደት አለ። እና ጥሩ የሚባል የመስመር ላይ ቪዲዮ መመልከትም ሆነ እንዲሁ ደግሞ ጥሩ የሚባል የአስተሳሰብንም የመቀየር ሂደት መኖር አለበት ብዬ አስባለሁ። እንግዲህ ብዙ ሰዎች እንደውም ሲቸገሩ የማየው የተንቀሳቀሱ ቪዲዮም ሆነ የተለያዩ ነገሮችን ያያሉ። እና በአጋጣሚ አህያ አጠገባቸው ሄደ እና አጠገባቸው ስናይ ወይም ደግሞ ይሄንን የመስመር ስራ ወይም ደግሞ የቪዲዮ የሚሰሩ ስራዎችን ሲመለከቱ በተለያየ ስህተት የሚመለከት አሉ። አልባሌ ነገሮችን ደግሞ ምንም ጥቅም የሌለውን ለምሳሌ የተለያዩ ለምሳሌ አሁን እንስሶችን የሚቀረጹበት ሂደት አለ ለምሳሌ ፍየል በግ እንዲሁም ደግሞ አህያ በሬ ምናምን የምንለውን ነገሮች አንድ ላይ ተያይዞ የሚቀርጹ ነገሮች እነሱ እነሱን ብቻ ሰዎች የተመለከቱ ጊዜያቸውን ይፈጃሉ። እና ጥሩ ቪዲዮዎችን መመልከት ለተሻለ ህይወት ለተሻለ እውቀት አሪፍ የሚባል ነገር ማከናወን ከፈለግን ጥሩ ነገርን መመልከት የተሻለ ውጤት ያመጣል ብዬ አስባለሁ። እና እንደ አጠቃላይ ስንመለከተው እንግዲህ ይሄ በሚገባ ጥንቃቄ አድርገን መንቀሳቀስ አለብን ማለት ነው። እንደ አጠቃላይ

በስልክህ ገንዘብ ትልካለህ? የሚል ጥያቄ ነው በሚገባ እልካለሁ በደንብ በስልኬ የምልክበት ሂደት አለና እንግዲህ በስልኬ የምልክበት ደግሞ ዋናኛ ምክንያት ምንድነው ከቦታ ቦታ ሳልንቀሳቀስ ጥሩ የሚባል ሁኔታን ወይም ደግሞ ከቦታ ቦታ ሄጄ ከምላክ ይልቅ ለምሳሌ ሩቅ ከተማ ለምሳሌ ክፍለ ሀገር የሚኖር ሰው ቢሆን አመላክ ያለብኝ እኔ ያለሁት ደግሞ ለምሳሌ አዲስ አበባ ውስጥ ቢሆን ከዛ እዛ መሄድ ሳይሆን በቀላሉ በስልኬ ብቻ ከቤቴ ቁጭ ብዬ ለዛ ሰው ገንዘብ የማስተላለፍ የምችልበት ሂደት አለና ትልቅ የሆነ የ የአስተሳሰብ ለውጥ መኖር አለበት ብዬ አስባለሁ ከባንክ ጉዳዮች ጋር ተያይዞና ሰዎች በተለያየ ሁኔታ አሁንም ገንዘባቸውን የተለያየ ከረጢት ውስጥ ከተው መሬት የሚቀብሩበት ሂደት ይኖራል እና ያንን ትተው አሁን ላይ ወደ ተሻለ ነገር እየገቡ ነው እና ወይም ደግሞ ገንዘባቸው በሚገባ አስቀምጠው በሚፈልጉ ጊዜ የሚያወጡበት ሂደት አለና ያንን በደንብ መከተል በጣም ጥሩ ነገር ነው ብዬ አስባለሁ እና እንግዲህ በስልኬ ብዙ ክፍያዎችን ብዙ ነገሮችን ፈጽሜያለሁ ማለት ነው እንደ አጠቃላይ ለመግለጽ ስሞክርና ትልቅ የሆነ የሙያውን ወይም ደግሞ የክህሎት ስህተት ሲኖረኝ ደግሞ የተለያዩ የገንዘብ ማስገባት ላይ የተለያዩ ችግሮች ሲፈጠሩ ወደ አቅራቢያችን ባለው ባንክ በደንብ ሄደን መጠየቅና መረዳት ያለውን ነገር በደንብ ማወቅ ያስፈልጋል ማለት ነው እንደ አጠቃላይ ትልቅ የሆነ የሙያም ሆነ የ ክህሎት እና የጊዜ ቆጣቢ ነገር ነው ብዬ አስባለሁ እንግዲህ በስልክ መላላክ በመሆኑ ስልክ መላክና እንዲሁ ደግሞ አሁን ያለንበት ሁኔታ በጣም ደስ የሚል ነው ብዬ ነው የማስበው ምክንያቱም ለምሳሌ አንድ ሰው የሆነ የሚፈልገው ነገር ቢኖር በሚገባ የሚፈጥርበት ሲደርስ አለና ወይም ደግሞ ጥሩ የሚባል አካሄድ ስለሚሄድ እንደ አጠቃላይ ይሄን ይመስላል ማለት ነው እንግዲህ

በትምህርት ቤት የምትወደው ትምህርት ምን ነበር የሚል ጥያቄ ነው? እንግዲህ በትምህርት ቤት የምወደው ትምህርት የነበረው በጣም ደስ የሚለኝ በጣም ውስጤ ላይ ጥሩ ነገርን ያሳድሮ ያለፈው እንግዲህ ትልቁ ነገር ስመለከተው እንግዲህ ኬሚስትሪ የሚባለውን ትምህርት በጣም ደስ ይለኛል በጣም ውስጤ ደስ ስቦት የማርወትም በቃ ነው። ኬሚስትሪን ስንመለከት እንግዲህ ትልቅ የሆነ ነገሮችን የማስታውስበት ደግሞ ትልቅ የሆነ ትምህርትን የሚከታተልበት ሂደት ነውና በጣም ደስ ይለኛል። እንግዲህ በብዙ ጊዜያት ትምህርት ቤት የቆየንበት አመታት አለ እና ያን ጊዜ ስናሳልፍ እንግዲህ የተለያዩ ትምህርቶችን እናሳልፋለን ወይ ደግሞ የተለያዩ ሙያ ነኮች ትምህርቶች እንዲሁ ደግሞ ጠቅላላ እውቀትንም ሊል ይችላል እና በብዙ መንገድ የምንማረው የትምህርት አይነት አለና ጥልቅ ያለ የትምህርት ድርጅትም ይኖራል። እና በብዙ መንገድ መረዳት የምንችልበት ሂደት አለና እንደ አጠቅላይ ትምህርት ቤት የምናሳልፈው ጊዜ ትልቅ እውቀትን የምንገበይበት ትልቅ የሆነ የማናውቀውን ነገር በጊዜ ሂደት እየተረዳን እየተረዳን እያደግንበት የምንመጣው ዋናኛ ቁልፍ ቦታ ነው። ብዬ ነው የማስበው እንግዲህ ትምህርት ቤት እንዲሁም ደግሞ ከምንማራቸው ትምህርቶች ውስጥ ከፕሮግራም ተወጥቶ ከምንም አላቸው ሞቶች ውስጥ በጣም ደስ የሚለኝ በጣም ለየት የሚል የሚል ጥያቄ ነው? እንግዲህ ያው እንደ ተናገሩ ኬሚስትሪ የሚለው በጣም ደስ ይለኛል ያው ጥሩ በሚባል ሁኔታ ስለተማርኩ ማለት ነው ያን ያህልም በጣም ደስ ያለኝና ትልቅ የሆነ የአስተሳሰብ ልዩነትን እንዳመጣ ወይም ደግሞ አስተሳሰብ ለውጥ እንዳመጣ በሚገባ ረድቶኛል ማለት ነው። እንግዲህ የትምህርትን ከትምህርት ተነክ በድሪያ ተያይዞ ትልቅ የሆነ የትምህርት ቁርኝት አለኝ እና እንዲሁ ደግሞ ሌሎች በጣም ደስ የሚሉኝ የትምህርት አይነቶች እንዲሁም ደግሞ አሉ። በሚገባና በቀላሉ የ ለምሳሌ ስንመለከት ከተማርኳቸው ትምህርቶች ውስጥ እንደዛውም ደግሞ ደስ ብሎኝ የተማርኩት ትምህርት ምንድነው? በጣም ጥሩህ የሚባል የትምህርት ደረጃ ነው። ወይንም ደግሞ ጥሩ የሚባል የትምህርት ጊዜን ያሳለፍኩበት ሂደት አለና እንደ አጠቃላይ ትልቅ የሆነ እውቀቴ ገበየሁበት እና እውቀት የሸመትኩበት ወይም ደግሞ እውቀትን በደንብ ተርድቼ ከዛም ሙያ በቀጣይነት ወደ ሌላ ሙያ እንድገባ ያደረገኝ እንግዲህ ጥሩ ጥውልት ቤት መማሬ ነውና በአጠቃላይ ትልቅ የሆነ የግንዛቤ መኖር ይኖር አለበት ብዬ ነው የማስበው። ምክንያቱም ትልቅ የሆነ ትምህርት ቤት የሚሄዱ ልጆችን እዚህ ተመልሰው ደግሞ ወደ ቤታቸው ሲመለሱ ዛሬ ስለምን ተምረሃል ምን አይታሃል የሚገባ በሚገባ ማወቅ አለብህ የሚለው ትልቅ የጥያቄ ሂደት ነውና። በሚገባ ይሄንንም ከግምት ውስጥ አስገብቶ የምንማረው ትምህርት ምን ያህል እንት ወሳኝና ጥቅም እንዳለው በደንብ ተገንዝበን ትልቅ የሆነ የትምህርት ደረጃንም ማሳደግ እንችላለን ብዬ አስባለሁ። እንደ አጠቃላይ ስመለከተው እንግዲህ ትልቅ የሆነ የእውቀት ደረጃ ላይ ለመድረስ እንግዲህ በሚገባ የትምህርትን ክህሎት ማዳበር እንዲሁም ይኖርብናል ብዬ አስባለሁ። እና ከዚህ ጋርም ተያይዞ እንዲህ ደስ የሚለኝ ትምህርት እንግዲህ ሲቪክ በጣም ደስ ይረኛል ማለት ነው። ጥሩ ጊዜም አሳልፌበታለሁ ስለሱም ትምህርት ስንመለከት እና እንዲሁም ደግሞ በጥሩ ሁኔታ የተማርነው ብዙ አይነት ትምህርት ቢኖርም እንግዲህ ዋና ዋናዎቹን እንደመጥቀስ ያህል ነው እና እንዲሁም ደግሞ ፊዚክስም በጥሩ ሁኔታ የተማርኩበት ሂደት አለና ብዙ ትምህርቶችን ያው እንደሚታወቀው ተምረን ያለፍነው እና በጣም ብዙ የተለዋወጡ የሚለዋወጡ ወይም ደግሞ እንደ መምህራኖቹ ልዩነት በጣም እንረዳው ላንረዳው የሚችል ነገር የሚፈጠር በጣም ከዚህ ጋር ተያይዞ ትልቅ የሆነ የሙያ እክሎት ያላቸው መምራኖችን በደንብ መታዋወቅ ትልቅ ጥቅም አለው ብዬ አስባለሁ። እንደ ለአጠቃላይ

በስራ ጊዜ እረፍት ታደርጋለህ የሚል ጥያቄ ነው አሪፍ ጥያቄ ነው። እንግዲህ በስራ ጊዜ በሚገባ ስራዬን ከሰራሁ በኋላ ስራዬን ከጨረስኩ በኋላ ነው እረፍት የማደርገው። እና በስራ ጊዜ እረፍት አላደርግም አለን ነው ስራዬን ብቻ ነው የማጣድፈው ወይም ደግሞ ስራዬ ላይ ብቻ ነው ትኩረት የማደርገው ማለት ነው። እንደ አጠቃላይ ስመለከት ትልቅ የሆነ የ የስራዬን የምገነባባት መንገድ ብቻ ነው የሚፈልገው። እና በሚገባ እየሰራሁ ጥሩ በሆነ ሁኔታ እያከናወንኩ የሚሄድበት ሂደት አለና በስራ ጊዜ እረፍት ማድረግም ሆነ መተኛትም ሆኖ የተለያዩ ድካምን ሊያስታግሱ የሚችሉ ነገሮችን ፈጽሞ አልጠቀምም ማለት ነው። ከስራ ሰዓት በኋላ ግን እንደዚህ አይኑር ነገሮችን በሚገባ እጠቀማለሁ ወይም ደግሞ ጥሩ ሁኔታ እጠቀማለሁ ማለት ነው። እንግዲህ ስንመለከተው ትልቅ የሆነ ነገር ነው ማለት ነው። ለምሳሌ በስራ ሰዓት ውስጥ ሆነን በጣም ውጥረት ባለበት ሰዓት ለምሳሌ ደንበኞቻችን መጥተው የሚፈልጉትን እቃ ለመውሰድ ሲመጡ እኛ እዛ ቦታ ላይ ከሌለን እነኛ ደንበኞች ለሁለተኛ ለሶስተኛ ጊዜ ሌላ ሰው ጋር ይሄዳሉ ያለምኛ ያፈራሉ። እና ከዚህ ጋር ተያይዞ በሚገባ በስራ ጊዜ እረፍት ማድረግ ያን ያህል ጥሩ ነው ብዬ እኔ አላስብም ማለት ነው። ምክንያቱም ከስራ ሰዓት በኋላ በጣም ብዙ ጊዜ ያለ በጣም ብዙ እረፍት የምናደርግበት ጊዜ አለና ከዚህ ጋር ተያይዞ ነው። እንግዲህ እኔ ይሄንን ያልኩበት ዋናኛ ምክንያቴ እና እንደ አጠቃላይ ጥሩ የሆነ የ ሂደትን መከተለኝ ደግሞ ጥሩ አድርግቶ መስራት ትልቅ የሆነ ውጤታማነትን የሚጨምር ነው ብዬ ነው የማስበው። እና ትልቅ የሆነ የሙያዊ ክህሎትም ደግሞ የሙያዊ ስነልቦናን አንድ ላይ ታይዞ ትልቅ የሆነ ጥሩ እውነትን የሚያገናጽፈን ነው ብዬ ነው የማስበውና። በስራ ጊዜ ስራችንን ብቻ ብናጣድፍ ወይም ደግሞ ስራችንን ብቻ ብንሰራ በየደቂቃው የምናገኛትን ገቢ በሚገባ ሁለት ሶስት ማድረግ እየሞከርን ጥሩ በሆነ ሁኔታ ስራችንን መስራት የምንችልበት ሲደርስ ይኖራል። እና እንደ አጠቃላይ ስንመለከተኝ ጊዜ ጊዜ ጥሩ የሆነ የስራን ሰዓት መጠቀም ደግሞ ስራ ጊዜን መጠቀም በጣም ዋናው ጥቅም ነው ብዬ ነው የማስበው። እንደ አጠቃላይ ስመለከተውና ስራችንን ትልቅ በሆነ ሁኔታ ለማከናወን ወይም ደግሞ ወድቀታችን እንዲጨምሩ ወይ እየቀኑ ወይ እየቀኑ ያደገ ያደገ ያደገ እንዲሄድ ለማድረግ ከፈለግን ምን ማድረግ አለብን? ዋናው በእያንዳንዷ ሰዓት እዛ ቦታ ላይ መኖር አለብን ወይም ደግሞ እዛ ስራ ቦታ ላይ መኖር አለብን ማለት ነው። እንዲሁ ደግሞ የምናገኘውንም ይገቢ ውጭ ወይ ደግሞ አጠቃላይ የምናገኘውን ትርፍም ሊሆን ይችላል። እንዲሁም ደግሞ የምሸጥንበትን ቀናዊ ገቢ ወይም ደግሞ ሳምንታዊ ገቢ ሊሆን ይችላል። እነኚህ እነኚህ ነገሮች መልሰን እዛ ስራ ላይ መዋል ትልቅ ብልህነት ነው ብዬ ነው የማስበው። እና በፍጥነት እያዋልን ቶሎ ቶሎ ቶሎ ቶሎ የምሸጥበት ሂደት ፈጠራለሁ ብዬ አስባለሁ። በሚገባና ከዚህ ጋር ተያይዞ ትንሽ ሊከብደው የሚችለው የተለያየ ነገር ቢኖርም ዋናውን ረስተዋለሁ። እኔ እንደ አጠቃላይ በስራ ጊዜ ያለውን የተለያዩ ሂደቶች ብመለከትም አሁን ላይ ጥሩ የሚባል ሂደቶችንም ቢፈጠር ወይም ደግሞ ጥሩ ነገሮች ቢሰሩም ያን ያያል የተሻለ ውጤት አይኖረውም ብዬ አስባለሁ። አጠገቡ ባለቤቱ ከሌለ እና ይሄንን ታሳቢ ተደርገው በሚገባ መሰራት አለበት። በአይኔን እንደ አጠቃላይ እና ጥሩ የሆነ የስራ መስክ ላይ መሰማራት የተሻለ ለውጥን የተሻለ ገቢን የተሻለ እድገትን የሚያመጣ ነው እየነው የማምነው። በእኔ እውነት እና ጥሩ የሆነ ስራ የሰራ ጥሩ የማያገኝ ነውና እንዲሁም በበጎ የሰራ በበጎ የሚያገኝ ነው። እንደ አጠቃላይ ደስ የሚለው ነገር ትልቁ የስራ ሙያዊ ግሎትን ማዳበር ዋናው ነገር ነው ብዬ አስባለሁ። እና እንደዚህ አይነት ችግሮችን በሚገባ ይቅርፋል ማለት ነው

የሙዚቃ መሳሪያ መጫወት ትችላለህ የሚል ጥያቄ ነው? እንግዲህ የሙዚቃን መሳርያ እንግዲህ መጫወት ያን ያህል አልችልበትም ያው ላይ ነው። እንጂ እነዚህ የተለያዩ ለምሳሌ እነኚህ ለምሳሌ ኪቦርድ የምንላቸው ደግሞ እነኚህ ዲጄ የምንላቸውን ነገሮች እነኚህ እነኚህ ነገሮች እንዲሁ ደግሞ ከዛም አልፎ እነኚህ ክራር የምንላቸውን ነገሮች እንዲሁም ማሲንቆ ሊሆን ይችላል እንደዚህ እንደዚህ ያሉ ነገሮችን አልችልባቸውም። ያው እኔ የምችለው ደግሞ ምንድነው? ጥሩ የሚባል ዳንስን ነው ሙዚቃ ሲከፈት በጣም ደስ ይለኛል። እና ጥሩ ዳንስ እደንሳለሁ እና በጣም ደስ የሚለኝ ነገር ቢኖር ዳንስ መደነስ ነውና። የሙዚቃ መሳሪያ መጫወት እንግዲህ ዳንሱን ነው እንጂ ሌሎቹን የሙያ ክህሎት ያለ የሚያኬድ የሚያስፈልጋቸውን በጣም ትላልቅ ክህሎት የሚያስፈልጋቸው አሉና እነሱን እነሱን አልችልባቸውም ማለት ነውና። እንግዲህ እኔ የምችለው እንዳልኩት ሙዚቃን መጨፈር ነው ሙዚቃ ተከፍቶ በሚገባ ደሳስ የሚሉ ሙዚቃዎች ሲኖሩ የምዝናናበት መንገድ አለ በሙዚቃው ማለት ነው። ደስ እያለኝ የምዘፍንበት ወይም ደግሞ የምዝናናበት የምጨፍርበት ሂደት አለና ያው ጭፈራ ላይ ምንም አልልለም። እንግዲህ ጭፈራ ላይ አሪፍ እጨፍራለሁ ብዬ አስባለሁና እንግዲህ ከዚህ ጋርም ተያይዞ ትልቅ የሆነ የሙዚቃ ክህሎት ያላቸው የኢንዱስትሪ ባለሙያዎች ወይም ደግሞ ትልቅ የሆነ ድርጅት አላቸውም። ሰዎች ይኖራሉ እና እነኚህ እነኚህ እንግዲህ የተለያዩ ለምሳሌ ኮንሰርት የምንለው የሚዘጋጁ ይኖራሉ እና እኛ እኛ ነገሮች አሁን ትላልቅ ገቢዎችን የሚያስገኙላቸው ናቸው። እና እንዲሁ ደግሞ የተለያዩ በንት የምንላቸውንም ነገሮች ይኖራሉ እና ከዚህ ጋር ተያይዞ ትልቅ የሆነ ለሰዎች ገቢ ሊያስመጣ የሚችለው ነው ለባለቤቱ ገቢ ሊያመጣ የሚችል ነገር በደንብ አለና። እንደ አጠቃላይ የገቢ ምንጭም ሆኖ በሚገባ የሰው ልጅ የሚሰራበት ሂደት አለና እሱም ደግሞ አንድ ትክክለኛ ስራ ነው ብዬ ነው የማስበው። ምክንያቱም የገቢ ምንጭ እስካስገኘ ድረስ እንዲሁ ደግሞ ለሙዚቃ እንግዲህ ስንመለከት በጣም ጥሩ ነገር ነው። ከዛሬ ብዙ መቶ አመት ያለፈውን ታሪክ ዛሬ ላይ አጥንቶ በሙዚቃ መልክ የሚቃኙት ሰዎች ይኖራሉና። በጣም በጣም ጥሩ የሚባል የ የሙዚቃ ኢንዱስትሪ ውስጥ ትልቅ የሆነ ሚናን የሚጫወተው እንግዲህ እንዳልኩት ሙዚቃን ሊጫወት የሚችለውን ደግሞ ሙዚቃን የሙዚቃ መሳሪያ ባለሙያ የሆኑ ሰዎች ትልቅ የሆነ ጥሩ የሚባል የኮንተንት አሪፍ ነገርን እንዴት ትመልክተዋለህ? ማለት ነው። እንደ አጠቃላይ ይሄ እንግዲህ የሚመስለው ምን መሰለህ ያንን የሙዚቃ መሳሪያ መጫወቻ ስንጠቀም ትልቅ የሆነ የአስተሳሰብ ሂደት መኖር አለበት ወይም ደግሞ የአስተሳሰብ ክህሎት መኖር አለበት ብዬ አስባለሁ። እንግዲህ ያንን ለምሳሌ ማሲንቆን እንኳን ስንመለከት ለመጫወት ትልቅ የሆነ እውቀት ያስፈልጋል ብዬ ነው የማስበው እኔ እንደተረዳሁት ማለት ነው። እንዲሁም ደግሞ ከዚህም አልፎ ትልቅ የሆነ የ የ የሙዚቃውን እያንዳንዱን የምንጫወተው የሙዚቃ ሂደት በደንብ አጢነን በደንብ መረዳት አለብንና። እንዲሁም ደግሞ በዚህ በሙዚቃ ኢንዱስትሪው ላይ የተሰማሩ ትላልቅ ሰዎች እና ባለሙያዎች አሉበት። እና እንደዚሁም ደግሞ ትልቅ የሆነ የስራ መስክ ላይ ተሰማርተው ቢቀጥሉ ስራዎች አሉ። እንደአጠቃላይ ይሄን ይመስላል ማለት ነው። እንግዲህ በሙዚቃ አለም ላይ ትልቅ የሆነ ሰዎችን የሚችል ሰዎችን በብዙ መንገድ ጥሩ ነገርን የቁም ነገር ያ ዝሩያው አዛ የሚናገርበት ሂደት አለና በጣም ደስ የሚል። ሀሳብን ይዞ የሚመነጭ የሙዚቃዎች ይኖራሉና እነኛ እነኛ ደስ ይላሉ ይሄን ይመስላል። እንግዲህ እንደ አጠቃላይ ስንመለከት የሙዚቃ መሳሪያ የመጫወቻ ሂደቶች ወይም ደግሞ ትጫወታለህ አለህ የሚለው ጥያቄ ይሄ ጥሩ የሚባል ጥያቄ ነውና ይሄንን ማከናውን

ሽማግሌዎችን እንዴት ታከብራለህ የሚል ጥያቄ ነው አሪፍ ጥያቄ ነው እንግዲህ ሽማግሌዎችን በደንብ በደንብ በሚገባ አከብራለሁ ማለት ነው። እንግዲህ ሽማግሌ ማለት ትልቅ የእውቀት አባት ትልቅ የእውቀት መሪ ትልቅ ገጻጭ ትልቅ የሀገር መሪ ትልቅ የሆነ የ ህሊናን የመቆጣጠሪያ ትልቅ የሆኑ ለሰዎች በጣም በጣም በጣም ወሳኝ የሚባሉ ናቸው። እንግዲህ የሃይማኖት መሪን ስንመለከት እንግዲህ ወይም ደግሞ የሀገር ሽዋግሌዎችን ስንመለከትና ትልቅ የሆነ ጥቅም አላቸው እንግዲህ ወይም ደግሞ ትልቅ የሆነ ለምሳሌ ለአካባቢ ሊሆን ይችላል ለመንደራቸው ሊሆን ይችላል ለክልላቸው ሊሆን ይችላል እንዲሁ ብሎ ለወረዳቸው እንዲሁም እያለ እስከ ሀገር ድረስ ሽማግሌዎች እንግዲህ ትልቅ የሆነ ቦታ የሚይዙ ናቸውና እንግዲህ ሽማግሌዎችን እንዴት ታከብራለህ የሚለው በጣም በጣም በሚገባ አከብራለሁ። በጣም ከእነሱ እንደውም ትልቅ ነገርን እማራለሁ ለመማር እሞክራለሁ እና ለምሳሌ ስለ ህይወት ምንነት ለማወቅ እሞክራለሁ እንዲሁም ደግሞ ስለተለያዩ የእድሜ ጣሪያዎችም ደግሞ የእድሜ ደረጃዎች ከዚህ እስከዚህ ጊዜ ምን ያህል የምን አይነት ስሜት ነበረው ከዚህ እስከዚህ በምን አይነት ሁኔታ ውስጥ ነው የሆነ ውሳኔ ስትል ለመውሰን ስታስበው የምትወስኑት የሚለውንም ይሄን እንደዚህ እንደዚህ ያሉ ጥያቄዎችን በጣም እጠይቃለሁ። ምክንያቱም ለምሳሌ እኔ ሃይ ቤቶች ውስጥ ሆኜ እነሱ ስድሳ እና ሰባ ሰማንያ አመት የሆኑ ወይም ደግሞ ከሃምሳ አካባቢ የሆኑ ሰዎች ሲሆኑ እንግዲህ በመሃላችን ትልቅ የሆነ የእድሜ ልዩነት አለና። በዚህ መሃል እንግዲህ በምን አይነት መንገድ እንዳለፉ በምን አይነት ስራ እንዳለፉ እና እንዲሁ ደግሞ ጥሩ የሚባል የህይወትን እንዴት አርግተው እንደፈጠሩ እነኚ እነኚ ነገሮች በጣም በግልጽ መመልከትና ማየት የምፈልግበት ሂደት ነውና። እነኚህ እነኚህን ነገሮች እንግዲህ ቀድሜ ማወቅ ይኖርብኛል ብዬ ስለማስብ ያው ብዙ ለመማር የተዘጋጀ ሰው ከተፈጥሮ እንኳን ይማራል አይደለም ከሰው ልጅ እና ከትላልቅ አባቶች ይቅርና ስለዚህ በጣም እንደዚህ አይነት ነገሮችን ጥያቄ ለማንሳት በጣም በጣም በጣም የምፈጥንበትና የምረዳበት መንገድ አለ። ወይም ደግሞ ጥሩ ወይም የሚባል ያስተሳሰብ ክሎትን ከእነኛ ከሽማግሌዎቼ ለማግኘት እንጂ እነሱን ገና እነሱን ማስቀየም እንዲሆን ይችላል ወይም ደግሞ እነሱን አልባሌ ነገር መናገር በጣም ፈጽሞ ፈጽሞ ፈጽሞ የማልሞክረውና የማላስበው ነገር ነው ማለት ነው። እንደ አጠቃላይ ስመለከት እንግዲህ እንዲሁም ደግሞ አንዳንድ ሰዎች አስቸጋሪ የሆኑ ሰዎች አንዱ ለምሳሌ ሽማግሌዎች እንዲህ እንዲህ አድርግተው አንተ ሰው እንደዚህ ብታረግ ይሻለሀል ኧረተው ሲባል ምንም አልሰማ ብሎ እኔ ብቻ ነኝ የማውቀው ብሎ እንዳቅሙ እሚወራጭ ሰው እንመለከታለን። እና ከጊዜ ሂደት በኋላ ደግሞ ተሰብሮ ወይም ደግሞ ተው ሲባል የነበረውን ባለውመተው በጣም ብዙ ነገሮችን አጥቶ ብዙ ነገሮችን ተሸውዶ እናንተ እኮ ብላችሁኝ ነበር እንደዚሁ አርፌ ብቀመጥ ኖሮ እንደዚህ አይነት ስህተት ባልሰራ ኖሮ እያለ ራሱን በጣም የሚጠይቅበት ሂደት ወይም ደግሞ ራሱን በጣም በጣም በጣም ትልቅ በሆነ ከሽማግሌዎች ጋር የሚሰጠውን ምክር ባለመስማቱ በጣም ብዙ ዋጋን ሲከፍሉ ሰዎች ተመልክቻለሁና ይህንንም እንግዲህ በሚገባት ታሳቢ ተደረጎ እንቅስቃሴ መደረግ አለበት ብዬ አምናለሁ። እኔ እንደተረዳሁት እና እንግዲህ ትልቅ የሆነ ጉልህ የሆነ ሚናን ለመጫወት እንዉሞ ጥሩ የሆነን ያስተሳሰብ ክህሎትን ለመጫወት ጥሩ በሚባል ደረጃ ሽማግሌዎችን ማክበር እንዲሁም ደግሞ ሽማግሌዎች የሚናገሩትን በጽሞና ማዳመጥ እንዲሁ ደግሞ የሚናገሩትን በደንብ መከታተል ይኖርብናል ብዬ አስባለሁ። እንግዲህ ሽማግሌ ሲናገሩ ልብ ብለን ከሆነ እንግዲህ የሚናገሩት ቃላቶች በሙሉ ምንም የሚጣል ነገር አይኖራቸውም በጣም የበሰሉ በጣም የተራቀቁ በጣም ግልጽ የሆኑ በጣም ደግሞ ውስጥ ለውስጥ የሰውን ልብ የሚነኩ ንግግሮች እና ከዚህ ጋር ተያይዞ ትልቅ የሆነ ስሜታዊ እርካታዊ ደግሞ ስሜታዊ ደስታ ያለበት ሂደት አለና። እንግዲህ ሽማግሌዎችን ማክበርና ሽማግሌዎችን ለሽማግሌ መታዘዝ እና አጠቃላይ ይሄን ይመስላል እንግዲህ።

ትንሽ የትንሽ መረብ ትጠቀማለህ የሚል ጥያቄ ነው? እንግዲህ የትንሽ መረብ ማለት እንግዲህ ያው የተለያዩ ስራዎችን ለመስራት የተለያዩ የምናስቀምጣቸው የስለላ ወይም ደግሞ ጥሩ የሚባል የሰዎችን የአሰራር ሂደትን ለመኮረጅም ሊሆን ይችላል። እንዲሁም ደግሞ ሰራተኞቻችንን ለማሰራት የተለያዩ ሲስተሞችን እንዘረጋለን ወይም ደግሞ የተለያዩ እነሱ ምሳሌ ሰራተኞቻችን ባልገባቸው መንገድ የሚሰሩትን ስራ በቀላሉ ለመቃኘት እንግዲህ ሲስተም የሚዘረጋበት ደግሞ እነኛን ሰዎችን ለመቆጣጠር የሚዘረጋ መረብ ይኖራል። እና ወይም ደግሞ ትልቅ የሆነ የአስተሳሰብ ክብሎት የታገዘ ሙያዊ ድጋፍ ያለው ትልቅ የሆነ የስለላ ተቋም ወይም ደግሞ የስለላ ሂደትን በቀላሉ ማከናወን የሚቻልበት ሂደት አለና እንግዲህ እኔ በተወሰነ መንገድ ያው ብዙም ሰራተኛ ስላለኝ በተወሰነ መንገድ እጠቀማለሁ። እና እንግዲህ ይሄን የምናደርገው ዋናኛ ለምንድነው አንደኛ ቢዝነሳችን እንዳይከስር ነው ይሄንን የምናደርገው ሁለተኛ ደግሞ የትኛውንም እንቅስቃሴ በሚያደርጉ ሰዓት ለምሳሌ ይሄ ያ የምንሰራ ቦታ ሊዘርፍ ይችላል። በእነኛ ሰዎች አማካኝነት እነኛ ሰዎች የሚሉት ለምሳሌ ከአቃሚ ጋር ከአጫሽ ጋር እንዲሁ ደግሞ ከተለያየ ሰነፍ ሰዎች ጋር እንዲሁ ደግሞ ሌብነት ከተማሩ ሰዎች ጋር የሚሉ ከሆነ በቀላሉ የኛንም የስራ ቦታ ሙሉ በሙሉ ያዘርፉ ይችላሉና የት እንደሚውዱ የት እንደሚያድሩ ይህንን በደንብ መረዳት እና ማወቅ ይኖርብናል ብዬ አስባለሁ። ምክንያቱም ቀድሞ መረዳትና ማወቅ ትልቅ ሚና አለውና ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን እሳቤም ይይዛል። ይሄ ይሄ ነገር እና እንግዲህ በቅድሚያ በጥንቃቄ የያዘነው ነገር ለሁለት ለሶስተኛ ጊዜም ጥንቃቄው እንደዛው እየጨመረ ይሄዳል ማለት ነው። መጀመሪያ የተዘረከረክነው ነገር በጊዜ ሂደትም ይባሰ የመዘረከረክ ባህሪ እና የባሰ ክስረትን ይዞብን ይመጣል እና ከዚህ ጋር ተያይዞ ትልቅ የማሰብ አቅማችንን መጠቀም ይኖርብናል ብዬ አስባለሁ። ምክንያቱም አንድ ስራ ሲጀመር እንግዲህ የትኛውም ስራ የማያላፋ እና የማያደክም ስራ የለምና እንዲሁም ደግሞ ትልቅ የሆነ የልፋት ላብ ጠብ ብሎ የሚሰራ ስራ እንዲሁ በቀላሉ የሚፈጠር አይደለም። እና ጠንከር ብሎ ተንቀሳቅሶ ነው ይሄ ነገር የሚፈጠረው እና ይሄን ሲፈጠር ደግሞ እንዲህ በቀላሉ በተሽላል ሊታይ የሚችልህ ጉዳይ አይደለም ብዬ ነው የማምነው ምክንያቱም ትልቅ የሆነ የ ስራ ጊዜ ትልቅ የሆነ አመታት ብቻችንን ብቻን ሆኖ ቢዝነሱን ለማሳደግ ሊሆን ይቺላል የምንሰራውን ስራ ለማሳደግ ሊሆን ይችላል። ደፋ ቀና ብለን ከጊዜ በኋላ የሚመጡ ሰራተኞች ደግሞ በአስቸጋሪ ሁኔታ ጭራሽ ለማዘረፍም ሆነ ቢዝነሱን እንዲከስር ሲያደርጉ ትልቅ የሆነ ህመም ይሰማሃል እና ከዚህ ሁሉ የት እንደሚለው በሚገባ ማየት ቢቻል ቢቻል እንደውም እነዚህ የተቀጠሩ ሰዎችን ወይ በሚገባ ራስ ቤት ማኖር የተሻለ ነው ብዬ ነው የማስበው። ምክንያቱም እነኛ ሰዎች እንደዛ ሲደረጉ ምንድነው ይሄ ራስ ቤት ሲኖሩክ ልክ እንደራሳቸውን ልጅ ሆነ ወይም ደግሞ በጥሩ ሁኔታ የመንከባከቡ ባህሪ ይኖራቸዋል። እና ይህንን እቅድ ታሳቢ አድርግተን የሚሰሩትን ስራ እየሰሩ እኛ ጋር ቢኖሩ መልካም ነው ማለት እፈልጋለሁ። ምክንያቱም የሚሰሩትን ስራ እንደጨረሱኝ ወደ እኛ ነው የመጡት ወደ ሌላ ወደ ግራ ወደ ቀኝ አይሄዱም አስቸጋሪ ቦታዎች አይሄዱም ወይ ደግሞ እንደዚህ አልባሌ ቦታዎች አይሄዱም መጥፎ ጓደኛ ጋር አይገናኙም እና ለቢዝነሳችን ትልቅ ጥላ ይሆናል ብዬ አስባለሁ። ይሄንን ማድረጋችን እና እንግዲህ እንደ አጠቃላይ ስንመለከተው ይሄን ይመስላል እንግዲህ በተወሰነ መንገድ መረዳትና ማወቅ ካለ ትልቅ ድርጅት ይደርሳል ማለት ነው ብዬ ነው የማስበው እንደተረዳሁት እንደ አጠቃላይ ይሄን ይመስላል ማለት ነው። እንግዲህ የተለያዩ ስህተቶችን ሰዎች እንዳይሰሩ በጥንቃቄ መከታተል ይኖርብናል ብዬ አስባለሁ። ይሄን ይመስላል አጠቃላይ እንግዲህ

በቤተሰብህ ምን አይነት በዓላት ታከብራለህ? የሚል ጥያቄ ነው እንግዲህ ብዙ አይነት በዓላት አሉ በሀገራችን ለምሳሌ ለመጥቀስ ያህል እንግዲህ ከመስከረም ወር ስንጀምር እንግዲህ እንቁጣጣሽ አለ መስቀል አለ ታህሳስ ላይ ደግሞ ገና አለ እንዲሁ ደግሞ ሚያዝያ ላይ ደግሞ ፋሲካ አለ እንዲሁ ደግሞ ሰኔን አልፈን ሀምሌን አልፈን ነሀሴ ላይ ደግሞ ናሴ አስራ አንድ አካባቢ ላይ በሚገርም ሁኔታ የሚከበር የቡሄ በዓል አለ እንዲሁ ደግሞ በመሃል ያለፍኩት ለምሳሌ ጥር ላይ ጥምቀት የሚባለው ትልቅ በሀገራችን የሚከበረው እስከ ሶስት ቀን የሚከበረው ትልቅ ትልቅ ክብረ በዓል አለና እንግዲህ በእነኚህ በዓላቶች ውስጥ በሙሉ እንግዲህ ከቤተሰብ ጋር የማከብርበት ሂደት አለ ቤተሰብ ጋር መጥቼ ጥሩ ጊዜን የማሳልፍበት ነው ማለት እወዳለሁ ምክንያቱም ከቤተሰብ ጋር ሲሆን ብዙ ነገሮችን ለምሳሌ ከቤተሰብ ጋር ተራርቆ የሚኖርበት ሂደት በብዙ መንገድ አለና ከዛም ከጊዜ በኋላ በተለያዩ ምክንያቶች የተነፋፈቀ ቤተሰብ ጋር መገናኘት እና አብሮ እያወሩ እየተዝናኑ እየተጫወቱ የተለያየ ነገር እያወሩ አብሮ በዓል ማሳለፍን በጣም ደስ የሚል ያደርገዋል ብዬ አስባለሁ እና ጥሩ የሆነም የበአል ሁኔታ የበአል ድባብ እና ከዚህ ጋር ተያይዞ ትልቅ የሆነ የቤተሰብ አመለካከትን መውረስ ይችላል ደግሞ የቤተሰብን ምን ያህል የአኗኗር ሁኔታን እሱንም መገምገም ይኖራልና ብዙ ነገር ይኖራል እንግዲህ ለበአል ስንንቀሳቀስ እንዲሁ ደግሞ ከቤተሰብ ጋር በዓል እንዳልኩት ሲኖር ትልቅ በሚባል ሁኔታ የሚያስደስቱ ነገሮችን ለምሳሌ የተለያዩ ለምሳሌ ከምግብ አይነቶች ሊሆን ይችላል እንዲሁም ደግሞ ከመጠጥ አይነቶች ሊሆን ይችላል የተመቸውን ሁሉም የየራሱን ፍላጎት የሚያሳካበት ሂደት ነው እንዲሁም ትላልቅ የሚባሉ የምግብ አይነቶች ሊሆን ይችላል እንዲሁም የመጠጥ አይነቶችን በደንብ የምንመገበት ወይም ደግሞ በጣም ተትረፍርፎ የምናይበት ይሄ ጊዜ ነው የበአል ጊዜ ላይ እና ያ ያ ትልቅ የሆነ ደስታን የሚሰጠው የሆነ ደግሞ ስሜትን የሚያረካ ነገር አለው ማለት ነው እንግዲህ ከበዓል ጋር ተያይዞ እንግዲህ ከቤተሰብ ጋር በሚገባ አሳልፋለሁ ማለት ነው እንደ አጠቃላይ እንግዲህ ደግሞ በተለያየ ሁኔታ ከቤተሰብ ጋር የማሳልፈው ጊዜ እንዲሁም በደስታ ጊዜም እንደሆነ ሁሉ በተለያየ የተለያዩ የወላጅ ዘመድ ከዚህ አለም በሞት ሲለዩ እንዲሁም ከቤተሰብ ጋር በጣም የማሳልፍበት ጊዜ ይኖራልና ይሄም እንግዲህ ከሰዎች ጋር ለመኖር የሚደረግ ትልቅ የሆነ የማህበራዊ ህይወትም ጋር ተያይዞ ትልቅ የሆነ ማህበራዊ ህይወትም ያስፈልጋል እና ያም እንግዲህ ከዚህ ጋር ተያይዞ ትልቅ የሆነ የቦታ ሂደት ነው ብዬ ነው የማስበው እንደ አጠቃላይ ማለት ነው እና ይህን የቤተሰብ ቤተሰብ ምን አይነት በዓላት ታከብራለህ የሚለው እንግዲህ እንደ አጠቃላይ ስመለከተው ያው በርካታ በዓሎችን አከብራለሁ ማለት ነው የትኛውንም በዓል ብቻዬን አላከብርም ማለት ነው ምክንያቱም ብዙ ጊዜ ነው ተነፋፍቀን የምንገናኘው እና ያንን ጊዜ ያው ቢገባ ከቤተሰብ ጋር ትልቅ የሆነ ሁኔታ መቆየትም ደግሞ ያንን ጊዜ አሪፍ በሆነ መንገድ መዝናናት ግድ የሚልበት ሂደት አለ ከቤተሰብ ጋር አብሮ መጫወት አብሮ መብላት አብሮ መጠጣት እንዲሁ ደግሞ አብሮ የተለያዩ መዝናኛ ቦታዎች መሄድ እንግዲህ ትልቁ ከቤተሰብ ጋር ተያይዞ የሚመጣ ትልቅ የሆነ ሂደት ነው ብዬ ነው የማስበው እና ትልቅ የሆነ የአመለካከት ለውጥ የአመለካከት እሳቤ ነው ብዬ ነው የማምነው እና በቃ እዚህ ጋር ተያይዞ ትልቅ የሆነ የቤተሰብ ጉባኤ ሲኖሩ ደግሞ ትልቅ የሆነ የቤተሰብ ለምሳሌ በዓል አካባቢ ሊሆን ይችላል እና ብዙ ነገር ሲኖር በጣም ደስ ይላል እንደ አጠቃላይ አብዬ በአለም ወይም ደግሞ በቤተሰብ ውስጥ ስንገናኝ ትልቅ የሆነ

የቀረ ምግብ ትበላለህ የሚል ጥያቄ ነው? እንግዲህ አልበላም ነው መልሴ የቀረ ምግብ እንግዲህ በተለያየ ምክንያት ይቀራል ወይም ደግሞ በተለያየ ምክንያት። ለምሳሌ ማታ ተሰርቶ የሚሰራውን ደግሞ ቅድም ብሎ ቀን ወይም ደግሞ ጠዋት ላይ ተሰርቶ ተበልቶ የተወሰነ ተርፎ የሚያድርበት ሂደት አለ ማለት ነው። ያያ እንግዲህ ብዙ አይመቸኝም ብዙ አልመገብም ምክንያቱም የተለያየ በሽታን ይዞ ሊመጣ ይችላል። እና በየጊዜው ቀለል ያለች ምግብን ሰርቶ በቀላሉ መብላት ትልቅ ድርሻ ነው ይመስላል ብዬ አስባለሁ። እና ፍረሽ የሆነ ገና ወዲያው ሰርተን ወዲያው በልተን የምናጣጥበው እቃዉን የምናጣጥበው ሂደት ቢሆን እንደኔ ተመራጭ ነው ብዬ አስባለሁ። ምክንያቱም ለምሳሌ ጥኋት በርከት ታርክ ተንሰርተን ቀንም ማታም ስንበላ በጣም ይሰለቸናል እና ጥኋት ሌላ ቀን ሌላ ማታ ሌላ ቢሆን አሪፍ ነው። ለምሳሌ ጠዋት ላይ ቀለል ያለች ቁርስ ብንበላ ከዛ ምሳሌ አሪፍ የሆነ ብንበላ እንዲሁም ማታ ደግሞ ለየት ያለ ነገር ብንበላ አንደኛ የአመጋገብ ስልታችንንም በሚገባ እንቀይራለን። ሁለተኛ ደግሞ ትልቅ የሆነ የአተባበቅ ሂደት የኩደታችንን የሰውነታችንን እንዲሁም ደግሞ የአካል እንቅስቃሴያችንን እንዲሁም ደግሞ የአካል ጉዳትንም ጋር ተያይዞ ይሄንንም መጠበቅ የምንችልበት ሂደት ነውና በሚገባ ይህንንም ታሳቢ አድርጊተን መስራትና እና ማውቀድ ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ እንግዲህ የቀረ ምግብ ከመመገብ ይልቅ ጥሩ የተለያዩ ስራዎችን እየሰሩ በሚገባ የተሻለ የምግብ አይነትን እንዲኖረን ወይም ደግሞ የተሻለ ምግብ እንድንመገብ ቀን ከሌሊት ጨለማ ብርሃን ሳይገድበን በደንብ ሰርተን በደንብ ራሳችንን አሸንፈን ጥሩ የሚባል ህይወት መኖር ኢንጂነር አለ ወይም ደግሞ የመኖር የመኖር መብትም ማንም የሚነፍገን የለም ብዬ አስባለሁ። እና ይህንን ለማረ እንግዲህ በጣም ጎበዝ እና ታታሪ ሰው መሆን የግድ ይላል ብዬ አስባለሁ። እንግዲህ የተለያዩ ምግቦችን እያደሩ ያዋሉ ያደሩ ያዋሉ ያደሩ ምግቦችን እንግዲህ የምንመገበው የምገባው በተለያየ ያለን የአቅም መጠንም ይወስነዋልና በተለያየ መንገድ ለምሳሌ በገንዘብ ሊሆን ይችላል በተለያየ ነገር አቅም ከሌለን ምንም አማራጭ የለንም እሺ አልንም እምቢ አልንም የምንለውጠው ነገር የለምና ያው ግዴታ እምቢ የምንል ረሃብ ነው ደግሞ በልተንም ለጤናችን አይስማማም። ግን አማራጭ ስር የለም ብቻ እንጠቀማለን እና ስለዚህ ለዚህ ደግሞ መፍትሄው ብዬ እኔ የማስበውን ደግሞ ለዚህ ችግር ዋና ክንፉን የሚመታ ወይም ደግሞ ይህንን ችግር ከጭራሽም ከዛ አካባቢያችን መንጥሮ የሚያወጣው ጠንክሮ መስራትና ጠንክሮ ማሰብ ጋ ተያይዞ ትልቅ ስራዎችን በዚህ ይመርህ መስራት ላይ ጥምር ኩዞ የተሻለ የተሻለ ደረጃ ላይ መረስ ይችላሉ። እና ጥሩ የሚባል ስራን ወይም ደግሞ በጣም ታታሪ ሆኖ ከተሰራ በየ በየሰአቱ የምንበላው ለምሳሌ አሁን የምንበላው ሌላ ነገር ቢሆን እንትን ከምሳ ላይ ደግሞ የምንበላው ሆዳችን ያለንን የምንበላለን ማታም ደስ ያለንን ይሄን መብላት አቅም ይሄን ኖረን እንግዲህ ጠንክሮ መስራት እና ጠንክሮ ከመስራት ጋር ጠንክሮ ማሰብም ጥሩ መፍትሄ ነው ብዬ ነው የማስበው። ከዚህ ከምግብ ጋር ተያይዞ ማለት ነው። ምክንያቱም ሰዎች የተበከለ ምግብ ይበሉና በጣም አስቸጋሪ ሁኔታ ሄደው ወደ ህክምና ሄደው የተለያየ ወጪዎችን ያወጣሉና ትልቅ የሆነ የወጪ ሂደት ይኖረዋል። እና የሚያወጡትን ወጪ እንግዲህ በሚገባ ቅድሚያውን ቅድሚያውኑ በደንብ አስበውበት ምግባቸውን መርጠው ወይም ደግሞ ተጠንቅቀው የሚበሉ ያን ያህል ወጪም አይኖርባቸውምና እንደ አጠቃላይ ይሄ ጥልቅጥል የራስ ነው ብዬ አስባለሁ። እና ለጊዜው ይሄን ይመስላል እንግዲህ በደንብ ለመመልከት ሞክሬያለሁና እንግዲህ የ የእንቅር ምግብን በሚገባ አልመገብም ማለት ነው። እና አጠቃላይ እንግዲህ ስለምግብ ስናወራ ይህን ይመስላል ማለት ነው

አዳዲስ የስራ ግንኙነት ትፈጥራለህ የሚል ጥያቄ ነው ይሄ በጣም በጣም ደስ የሚል ጥያቄ ነው እንግዲህ እየትጠየኩ ያለው ጥያቄ በጣም ከህይወቴ ጋር የተገናኙ በጣም ራሴን ተመልሼ እንድገመግም የሚያደርጉ ጥያቄዎች ናቸው። እና እንግዲህ አዲስ የስራ ግንኙነት ትፈጥራለህ የሚለው ጥያቄ በጣም እፈጥራለሁ በጣም በጣም ለቢዝነሴ ትልቅ የሆነ ድርሻ ነው የሚይዘው ቦታ ነው። እና ከተለያዩ ሰዎች ጋር ግንኙነት ማድረግ የተለያዩ ሰዎችን ኮንታክት ማድረግ ትልቅ የሆነ ጥቅም ይኖረዋል ማለት ነው። ያ የሚሆነው ግን በቅድሚያ ብቻዬን መጀመሪያ ሲጀምር የትኛውንም ስራ አድፍጬ መስራት አለብኝም ደግሞ ለብቻዬ የትኛውንም ጋጋታ የትኛውንም ጫጫታ ሳልሰማ የትኛውንም ሰው ጋጋታ ሳላበዛ ራሴን ጸጥለጥ ብዬ ቀስ እያልኩ እያሳደኩ እያሳደኩ መጥቼ ነው። እንግዲህ በጊዜ ሂደት ይሄንን የማደርገው ወይም ደግሞ ይሄንን የማከናውነው ትልቅ የሆነ የቢዝነስ አካሄድ የሚሄድ ሀላፊነት ወይም ደግሞ የትኛውንም ስራ ላይ የተሰማራ ሰው በሚገባ በቅድሚያ ማንም አብረው ሲኖሩ አይችልም ማለት ነው። ምክንያቱም የትኛውም ሰው ስንመለከት ብቻውን ሰርቶ ሰርቶ አሪፍ የሚባል ደረጃ ላይ ሲደርስ ነው ከኋላ አጭብጫቢውም ሆነ የመጀመሪያ ሲቀልድበት ሲያሹፍበት እንዲሁም ደግሞ ይሄ ምንድነው? ከሰው ጋር አይውልም እንዴ ከሰው ጋር አይበላማ አይጠጣም ወይ የሚለውን ሁሉ አሸናፊ ሆነን ሲያዩ ወይም ደግሞ ጥሩ ደረጃ ላይ ደርሰውን ሲያዩ ዞር ብሎ እኔ እኮ በጣም ጠርጥሬዋለሁ። መጀመሪያ ብቻውን ሲሆን ወይም ደግሞ እንደዚህ አድፍጦ ሲሰራ እንደዚህ ይሄ ብቻውን ሲንቀሳቀስ የሚሉ ዞር ብለው መልሰው ደግሞ የሚያሞጋግሱ ሰዎች ይኖራሉና ይሄ እንግዲህ የሰው ልጅ ባህሪ ነው ማለት ነው። ምክንያቱም ሰው ከሰራ ምንም የማይለውጠው ነገር አይኖርምና ቁጭ ብለን ካየን ግን ብዙ ነገር ሲለወጥ እኛ ካለንበት አንንቀሳቀስም ማለት ነው። እንደ አንድ እንደተተከለ ዛፍ ከቦታ ቦታ ሳንቀሳቀስ ስንት ትውልድ የሚለዋወጥበት ይሄንንም ታሳቢ በማድረግ ነው። እንግዲህ አዲስ የስራ ግንኙነት ትፈጥራለህ? የሚለው ከዛን ብቻዬን ከሰራሁኝ ደግሞ ብቻዬን ተንቀሳቅሼ ጥሩ ደረጃ ላይ ከደረስኩ በኋላ ደግሞ በጣም ቀጣዩን ስቴፕ ምን አደርጋለሁ? የአሪፍ አሪፍ እየሆነልኝ በሚሄድበት ጊዜ ላይ የተለያዩ ኮንታክቶችን እጀምራለሁ ማለት ነው። የተለያየ ቢዝነስ ባለሙያዎች ይኖራሉ የስራ ባለሙያዎች ይኖራሉ በተለያየ ፊልድ ላይ የተሰማሩ ባለሙያዎች ይኖራሉ። እና ከእነሱ ጋር ስገናኝ ምንድነው አንደኛ ልምድ እለዋወጣለሁ ሁለተኛ ደግሞ የተሻለ ሀሳብ ሊይዙ ይችላሉ። እነሱና ለምሳሌ በገንዘብ ምክንያት ሳይሰሩ ሊቀሩ ይችላሉ እንዲሁ ደግሞ በተለያየ ድንገት አያዋጣም ብለው አስበው ሊይሰሩ ይችላሉ። እና በብዙ መንገድ ሊያይሰራ ይችላል እና ይሄን ደግሞ በቀላሉ የሚፈታበት መንገድን የቀስ ብለው ሲነግሩኝ ምን አደርጋለሁ? ትልቅ የሆነ የአስተሳሰብ ሂደትን የተሻለ ለማድረግ እሞክራለሁና። ትልቅ የሆነ የሙያ ወይም ደግሞ የ ከሰዎች ጋር ያለኝን በተለያየ መንገድ ኮንታክቴን በደንብ አሰፋለሁ በጣም መስመሬን በደንብ አበዛለሁ። እና ለተለያዩ እቃዎች ሲመጡ የተለያዩ አስፈላጊ ነገሮች ሲመጡ እንዲሁ ደግሞ የተለያዩ የዋጋ ቅናሾች የዋጋ መጨመሮች ያው በየጊዜው ሀገራችን ላይ በየሳምንቱ ራስ ሳይደርስ የመለዋወጥ ባህሪ አለው ማንኛውም የእቃ አይነት እና ብዙ ነገር የሚለዋወጥበት ሂደት አለና። ከዚህ ጋም ተያይዞ እንግዲህ ተለዋጭ እቃ ሲኖር እንዲሁ ደግሞ ገበያው ምና አይነት አካሄድ ላይ እንደሚገኝ ሌላጋ ያለው ገበያ ምን አይነት አጨማመር ስልት እንዳለው እንዲሁ ደግሞ ምን አይነት የ ገበያውን አካሄድ ለመረዳት ብዙ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ከሰዎች ጋር መዋሃድ በደንብ እንችላለን። ብዬ አስባለሁ እንጂ ዛሬ ተነስቼ ዛሬ ሰዎች ሁሉ ላብዛ በጣም ብዙ ሰው መያዝ አለብኝ እንዴት ይሄዳል እዚያ ቢዝነሱ ብል በቀላሉ ማንም ይሄ ሁሉ ሰው የሰበሰበ የለም። እና በዚህ ምክንያት ትልቅ የሆነ እውቀት ማግኘት ደግሞ ልምድ ማግኘት የሚቻልበት ሂደት እንግዲህ ትልቁ መሰረታዊ ነገር የሚባለው እንግዲህ የተለያዩ አዳዲስ ነገሮችን ማወቅ ነው።

ጥሩ አሪፍ ጥያቄ ነው ጠዋት ምን ትበላለህ የሚል ጥያቄ ነው እንግዲህ ብዙ የምግብ አይነቶች አሉ። በሀገራችን ብዙ አይነት ተፈጥሮ ያበቀላቸው በጣም ንጹህ የሆኑ የምግብ አይነቶች ምንም አይነት ኬሚካል ያልተረጩ ምንም አይነት ንክኪ የሌላቸው የምግብ አይነቶች አሉ ከበሽታ ጋር ራሱ ምንም አይነት ግንኙነት የሌላቸው የምግብ የፍራፍሬ አይነቶች አሉ። እንግዲህ የሀገራችንም መልከ ምድር በጣም ደስ የሚል መልከኣ ምድር ነው የሚያበቅለው አበቃቀሉ የአየር ንብረቱ ጋር ተያይዞ ጥልቅ የሆነ ጸጋ የተሰጣት ሀገር ነች ብዬ ነው የማምነው። እና እንግዲህ ጠዋት ምን ትበላለህ የሚለው ጥያቄ? በጣም ደስ የሚለኝ እንግዲህ ጠዋት ጠዋት ቀለል እንዲህ ያሉ ምግቦችን መመገብ በጣም እወዳለሁ። በጣም ቀለል ያሉ ኧኧ ምግቦችን ማለት ነው። ለምሳሌ ከ ለምሳሌ ከእንጀራ በውጥ ስንመለከት ወይም ደግሞ ቀለል ያለች ፍርፍርን መመገብ እወዳለሁ። ጠዋት ጠዋት ቀለል ያለ ምግብ ምክንያቱም እንቅልፌ ተነስቼ ያን ያህል ምግብ አያሰኘኝም ማለት ነው። ምሳ ላይ ሲሆን ነው በደንብ ምግብ የሚያሰኘኝ እና ከጠዋት ከመሆኑ አንፃር ይሁን ባላውቅም ብቻ ቀለል ያለ ምግብ ሆዴን የማይጎረብጠኝ ለስ ስራዬ በጣም ተፍ ተፍ ብዬ እንደፈለገ እንቅስቃሴ ሳረግ በሚገባ። እንቅስቃሴ በሜረግ ጊዜ ምንም አይነት ጉዳት ደግሞ ምንም አይነት ስራ ያለማሰራት ሂደት እንዳይፈጠር እሱን በሚገባ እጠቀማለሁ ማለት ነው። እንግዲህ ኧ የምግብ አይነት እንግዲህ ስንመለከት እንዲሁ ደሞ ቀለል ያሉ እነኚህ በትንሹ ነገር ጠበስ የሚደረጉ ነገሮች ለምሳሌ ጠዋት ላይ እንቁላል ፍርፍር እንግዲህ በጣም ደስ ይለኛል። እና እሷን ቀለል አድርጌቼ በትንሹ ጠበስ አድርጌ አሪፍ ጎረስ ጎረስ አረጋለሁ ማለት ነው። ከ ይሄንን የማረገው ግን ምንድነው? በቅድሚያ ጠዋት የማረጋቸው እንቅስቃሴዎች አሉ ለምሳሌ የአካል ብቃት እንቅስቃሴ እንዲሁም ደግሞ በተለያዩ ጡንቻል ማሳደጊያ መንገዶች ባሉበት ሁኔታዎች እነሱ እነሱን በጥሩ ሁኔታ ያሳደግኩ ነው። ወይም ደግሞ ጠዋት ጠዋትይሄን ካደረኩ በኋላ ነው እንግዲህ ቁርሴን በሚገባ በፍጥነት የምሰራውና። ከዚህ ጋም ተያይዞ እንግዲህ ወደ አታክልቶች ስመጣ ጠዋት ጠዋት ላይ መመገብ ደስ የሚለኝ በጣም ቅቅዝ ያለ ምግብ መመዝ መመገብ የሚመቸኝ ምግብ አለ ለምሳሌ ፓፓያል መመገብ ጠዋት በጣም ደስ ይለኛል። እና ፓፓያንም እመገባለሁ ከ ከፍራፍሬ እና እሱን በሚገባ እመገባለሁ ማለት ነው። እንግዲህ ጠዋት እነኚህ ነኚህን የተለያዪ በተለያየ ጊዜያት እየቀያየርኩ የምገባበት ሂደት አለና እንግዲህ ከዚህ ጋር ተያይዞ እንግዲህ ጠዋት ጠዋት ከመመገብ ጋር ተያይዞ ኧ የተለያዩ ሰዎችን ሊያሸግሩ የሚችሉ የውሏቸውን ሊያሸግሩ የሚችሉ የምግብ አይነቶችም ይኖራሉ። እና ትንሽ ጠንካራ ያሉ ጠንካራ ያሉ ምግቦችን ስንመገብ ምንድነው በስራ ቦታ ሄደን በጣም ሊያነጫንጭን ራሱ ይችላል። ወይም ደግሞ ምንም ምቾት ላይሰጠን ይችላል። ሰውዳችንን እና ለምሳሌ አሁን በባኣል ጊዜ በየቀኑ ለበኣል ጊዜ የምታረድ ለምሳሌ ዶሮ ይታረዳል ወይም ደግሞ ዶሮ ወጥ ይሰራል እና ያ ዶሮ ወጥ በየቀኑ ያው የሚሰራ ዶሮ ወጡ በበርበሬ ነው በቀዩ የሚሰራው እና ያን ዶሮ ወጥ ጠዋትም ቀንም ማታም ጠዋትም ቀንም ማታም ሲበላ በጣም ሆድ ይረብሻል በጣም ሆድ ውስጥ አይስማማም። የበላነው ምግብ እና በየቀኑ ለበኣል ጊዜ የምታረድ ለምሳሌ ዶሮ ይታረዳል ወይም ደሞ ዶሮ ወጥ ይሰራል እና ያ ዶሮ ወጥ በየቀኑ ያው የሚሰራ ዶሮ ወጡ በበርበሬ ነው በቃ እየውጠው የሚሰራው እና ያን ዶሮ ወጥ ጠዋትም ቀንም ማታም ጠዋትም ቀንም ማታም ሲበላ በጣም ወደ እኔ ይረብሻል በጣም ወድ አይስማማም የበላነው ምግብ እና ምንም ምቾት ላይሰጠን ይችላል። ሰውነታችንን እና ለምሳሌ አሁን በባል ጊዜ እንደዚህ ያሉ ነገሮችን ጥንቃቄ ውስድን በሚገባ ምግብ ይኖርብናል ማለት ነው። ጠዋት ምን አይነት ምግብ ምግብ አለብን? ምን አይነት ምግብ ምግብ አለብን? ማታ ደግሞ ወደ መኝታችን ስሄድን ስንተኛ ለመተኛት ስናስብ ደግሞ ለመተኛት ግዴታ ሜዳችን ስለማይቀር ምን አይነት ምግብ ስንመገብ በሚገባ አሪፍ እንቅልፍ እንተኛለን የሚለውን ይህንን ትልቅ ታሳቢ ተደርጎ መውሰድህ አለበት። ብዬ አስባለሁና

በምን ሰዓት ትተኛለህ? የሚል ጥያቄ ነው በጣም አሪፍ ጥያቄ ነው እንግዲህ የመኝታ ጊዜ ስንመለከት እንግዲህ ከውሏችን ተነስተን መመልከት የምንችልበትም ሂደት አለ ለምሳሌ ውሏችን አድካሚ በጣም ከባድ በጣም አስቸጋሪ ውሎ ስናሳንፍ እጃል እንዲሆን ነው የመወጣም ሊደክመን ይችላል እና እንደዛ እንደዛ ነገር ሲፈጠሩ የምንተኛበት ጊዜ የሚዛባበት እለት ይኖራልና እንደ ትክክለኛ እንግዲህ እኔ በትክክሉ የምተኛበት ጊዜ ልክ ሶስት ሰዓት ሲል እተኛለሁ ማለት ነው ወደ እንቅልፌ እተኛለሁ በተለያየ በስራ ጫና ምክንያት ወደ አራት ሰዓት እና አምስት ሰዓት ልቆይ እችላለሁ እንጂ ስራ ከሌለብኝ ስራዬን በሚገባ ከጨረስኩ በደንብ ሶስት ሰዓት እተኛለሁ ማለት ነው በጊዜ ምግቤን በልቼ ማለት ነው ይህንን የማደርግበት ደግሞ ትልቅ የሆነ የራሴ ምክንያት አለኝ እና እንግዲህ ማታ በጊዜ መተኛታችን ትልቅ የሆነ የነገ ስራችንን በጣም በጣም በጣም በጥሩ በሚባል ሁኔታ ሊያስቀጥል የሚችል በጣም በደስታ በጣም በመታሰብ ወይም ደግሞ በተለያየ ከሰዎች ጋር የምናደርገው ግንኙነት የሰዎችን በማክበር ሰዎችን በመረዳት ሰዎች የሚናገሩትን ነገር በጽሞና በመስማት በብዙ ነገር በጊዜ መተኛታችን በጣም ትልቅ ትልቅ ትልቅ የሆነ ጥቅም ይጠቅመናል እኔ በሚገባ ስላየሁት ነው አሁን ይሄን የምናገረው እና በጣም ያልተገነዘቡት ነገር ነው ማለት ነው ለምሳሌ ጠዋት ብዙ ሰዎች የሚያጋጥሙኝ ምን ሲሉ ነው በጧት ተነስቼ ዛሬ ደግሞ ምንድነው ቀኑ በጣም ዱካክ ይዞኛል ኤጭ ዛሬ በቃ ምንም ውሎየ የሚያምር አይመስለኝም ምንድነው እንደዚህ አየሩ እንደዚህ የሆነው ወይም ደግሞ የሆነ ነገር እንደዚህ የሆነው ብለው የማማረር ባህሪ ያሳያሉ እንዲሁ ደግሞ የእውነት ተስፋ የመቁረጥ ባህሪን ያሳያሉ እና እነዚህ ሰዎች አስቤ ጠጋ ብዬ የሚያደ የሚተኙበትን ሰዓት ምናምን ስጠይቃቸው ስምንት ሰዓት ሰባት ሰዓት እስከ ስድስት ሰዓት የሚቆዩበትም ሂደት ተመልክቻለሁና ይሄንን እንግዲህ ቆይቶ አንደኛ የእንቅልፍ ጊዜውን በጣም ጨርሷል ሁለተኛ ደግሞ ነገ የሚጠብቀው የተለያዩ ስራዎች እሱን አፍጥጠው የሚጠብቁ ስራዎች አሉ እና እነኚህን ስራዎች ለመስራት በሚገባ ሀላፊነት ለመውጣት ያ ጊዜ እየጠበቀው ነው እና እሱ ግን በጊዜ አልተኛም በጊዜ እንግዲህ ባለመተኛታችን የሚያመጣው ችግር እንግዲህ ዋናው እንቅልፋችንን ካልጨረስን በጣም ሰውነታችንን የሚጫጫንን ባህሪ ይኖረዋል እንዲህም ደግሞ ነገር ፈጠን ብለን የሆነ የስሜታችንን ተጠቅመነው ይሄን ደግሞ ደስ ብሎን ለማድረግ አንገደድም በጣም ይደብረናል ምንም ለማድረግ ፈጠን የማለት ባህሪ አይኖረንም የሆነ ዘገምተኛ የመሆን ባህሪ ይኖረዋል እና እንዲሁ ደግሞ ከሰው ጋር መጋጨት ባህሪ እናመጣለን ምክንያቱም አእምሮአችን ማረፍ የሚገባውን ያህል ሰዓት አላረፈምና ስለዚህ ከዛ ጋር ተገናኝቶ ትልቅ የሆነ መሰራት የሚገባው ነገር አለ ብዬ አስባለሁ እና እንግዲህ እኔም በሚገባ በጊዜ እተኛለሁ ከዛ ጠዋት ወይም ደግሞ ንጋት አስራ አንድ በቃ እንቅልፌን በደንብ ስለምጨርሽ ንቅት እላለሁ የሚገባ አይኔ ፏ ነው የምትለው ምክንያቱም ተኝቻለሁ ሰውነቴ ማረፍ በሚገባው ሰዓት አርፏል ማረፍ የሚገባውን ያህል አርፏልና በጣም ደስ የሚል መኝታን ካሳለፍኩ በኋላ ጠዋት ላይ ከች ብዬ በጠዋት ተነስቼ ስፖርቴን ሰርቼ የተለያዩ ስራዎችን ሰርቼ ወደ ስራዬ የምሄድበት ሂደት አለና እንግዲህ ከዚህ ጋር ተያይዞ ትልቅ የሆነ የምንጠቀመው የጠዋት ጠዋት ደግሞ የማታ የምንተኛበት ሰዓት የነጋችንንም ሙሉ በጣም በጣም የሚቀይርልን ወይም ደግሞ ደስ ብሎን እንድንውል የሚያደርግልን ሂደት አለው እና ይሄንን በሚገባ ማስተካከል ይኖርብናል ብዬ አስባለሁ እንደ አጠቃላይ እንግዲህ ማታ በጊዜ መተኛት ትልቅ የሆነ ጥቅም አለው አንደኛ ሰውታችን ማረፊያ የሚገባውን ያህል ያርፋል ሁለተኛ ደግሞ ነገ የምንሰራውን ስራ በትክክለኛው ነገር እንሰራለን ከሰዎች መጥተው የሆነ ነገር ሲሉን ይጋልጋል አንልም አእምሮአችንን በሚገባ መቆጣጠር እንችላለን እና እንደ አጠቃላይ እንግዲህ ይሄን ይመስላል ይሄን ይመስላል ነኝ

ዶሮ አለህ የሚል ጥያቄ ነው እንግዲህ ዶሮን ስንመለከት ደስ የሚሉ የቤት እንስሳ ናቸው። የቤት ከቤት አብረውን የሚኖሩ ከሰዎች ጋር ተላምደው የሚኖሩ ናቸው። እንግዲህ ዶሮዎችን ስንመለከት ዶሮ እንግዲህ በተለያየ መንገድ ዶሮ ማርባት ይቻላል ማለት ነው። እኔ ለጊዜው ዶሮ የለኝም እውነታው ዶሮ የለኝም። እና ግን ገጠር ባለሁበት ጊዜ ላይ በጣም ዶሮዎች ነበሩኝ ማለት ነው። እንግዲህ ከዛ ተነስቼ የተወሰነ ነገር ልበልና እንግዲህ ዶሮ ስንመለከት ለምሳሌ እንቁላል ፈልፋይ ይኖራሉ። እንቁላል ጣይ ይኖራሉ እንዲሁ ደግሞ ጫጩት ፈልፋይ ዶሮች ይኖራሉ። እና እንግዲህ የሁለት አይነት ዶሮዎች ይኖራሉ አንድ ሀበሻ አንድ ደግሞ ፈረንጅ የምንለው ዶሮ አይነት ነው። እኔ ሳረባ የነበረው እና። እንግዲህ ሀበሻዋን ፈረንጇን ስንመለከት ፈረንጅ ዶሮ የምንለው እንቁላል መውለድ ብቻ ነው ስራቸው ማለት ነው። ከተገዙ ጊዜ ጀምሮ እንቁላል መጣል እስከሚጀምሩ ድረስ ይበሉና ከዛ በኋላ እንቁላል ይጥላሉ ማለት ነው። እየተመገቡ እንግዲህ ሀበሻዋን እንግዲህ ደግሞ ስንመለከት ሀበሻዋ በጣም በጣም ጎበዝ እና ጠንካራ ናቸው። እኔ ዶሮቼን ተመልክቻለሁ እንዳልኩት ያረባሁበት ጊዜ ነበር። እና ሀበሾቹ እንግዲህ የሚያደርጉት በጣም በጣም ለሰው ራሱ የሚገርም ነው። የሚሰሩ ስራ እና ያው በገጠር አካባቢ የተለያዩ ጢሻዎች ይኖራሉ የተለያዩ የሚበቅሉ እጽዋቶች ይኖራሉ። እና ገጠር ቦታ ላይ እንግዲህ ያው ጥሩ የሆነ የተለያዩ የመደባበቂያ ደግሞ የተለያዩ አትክልቶችን የሚበቅሉበት እንዲሁ ደግሞ የተለያዩ ጢሻዎች ሊኖሩ የሚችሉበት ቦታ ነውና። እዛው ከቤት አካባቢ ወይም ደግሞ ከጓሮ አካባቢ እንዲሁ ደግሞ የተለያዩ ለምሳሌ ከሰብል አይነት በቦቆሎ ምናምን የሚዘራው ውስጥ እዛእዛ ውስጥ አሁን በቆሎ ሲያድግ ውስጡ ብዙም አይታይም እና እነኚ የሀበሾች ዶሮወች የሚያደርጉት ደግሞ በጣም አስገራሚ ነገር ነው። ጉላላቸውን ማንም ሰው እንዲያይባቸው አይፈልጉም እና ራሱ ዱር ነው ቤት ምናምን እንደዚህ ቦታ ተዘጋጅቶላቸው ምናምን አይወልዱም። እነሱ የሚወልዱት የትም ዱር ነውና ዱር ከወለዱ በኋላ በጊዜ ሂደት ሲርባት ትመጣለች ማለት ነው። ኡፍ ብላለች ሰው ኡፍ ብላለች ማለት። ጫጩት ለመፈልፈል እንቁላሉን ለምሳሌ ከአንድ ዶሮ ሀበሻ ዶሮ ከ እስከ አስራ ስድስት አስራ አምስት እንቁላል ወልዳ ነው ደግሞ የምታቋርጠው እና በጊዜ ሂደት ደግሞ መልሳ ደግሞ የምትወልድበት ሂደት አለ። እና እንግዲህ እነኛን እንቁላሎች ቢያንስ ከአስር ከአሥራ አምስት ከአስራ ስድስት ያሉ እንቁላሎችን በሚገባ አስቀምጣውን ደግሞ ታቅፋ ቢጭስልና ትወጣና የምትወጣበትም ደግሞ ልክ ጠዋት ጠዋት ሲሆን ነው በፍጥነት የምትወጣው ማለት ነው። ምግቧን በልታ ተመልሳ ከዛ ምግቧን ሲሰጣት በሚገባ ቁፍ ቁፍ እያለች ትወጣለች ምግቧን ሰጣት ትበላለች ቶሎ ቶሎ ትሰጣለች ግብ ትላለች ትሄዳለች እና እዛ ጥሩ በሚባል ሁኔታ። ፈልገን እንኳን ወይም ደግሞ ፈልጌ ያለችበትን ቦታ ለማወቅ የቱ ጋር እንቁላል እንደወለደች ራሱ ለማወቅ ፈልጌ ፈልጌ የማላገኝበት ቦታ ላይ ነው። በጣም ጢሻ ውስጥ ሂዳ ነው ምትወልደው አሉና ከዛ በጊዜ ሂደት እንግዲህ ያው ዶሮዎች እንግዲህ ሲታቀፉ ሀበሻ ዶሮዎች በሃያ አንድ ቀናቸው ከታቀፉ በሃያ አንድ ቀናቸው እንቁላሉ ይፈለፍላሉ። ጫጩት ይፈለፍላሉ እና ልክ በሃያ አንድ ቀኗ እንትን ብላ ቢያንስ በሃያ ሶስት በ ሃያ አራትተኛ ቀኗ ከአንዱ ጋር ከጢሻ ውስጥ ይዛቸው እያርመሰመሰቻቸው ትወጣለች። ጫጩቶች ትናንሽዬ ጫጩት በጣም የሚያሳዝኑ ጫጩቶችን ይዛቸው ትወጣለች እና በጣም የሀበሻ ዶሮዎች በጣም ደስ የሚሉኝ ያ የነገራቸው ነው። እና ከዛ እነኚህ አይቶ በሚገባ ምግብ ይሰጣሉ ይዛችሁ ስመጣ ወደ ቤት ማለት ነው። ከዛን ቀስ በቀስ እነኛ ጫጩቶች ያድጋሉና ወደ ቅሚነት እንዲሁ ደግሞ ወደ እንቁላል ጣይነት ይሄዳሉ። ከዛ እነሱም ደግሞ እንደዛው ወደ መውለድ ይሄዳሉ። እና አጠቃላይ እንግዲህ የዶሮ ሁኔታ በተወሰነ መንገድ ለመጥቀስ ሞክሬያለሁ። እንግዲህ ዶሮዎችን ስንመለከት ብዙ የሆነ ፍጆታ የሚፈጁ ናቸውና በሀገራችንም ትልቅ ስራ እየሰራ ስለሆነ ይሄን

የምትወደው መጽሐፍ ምንድነው? የሚል ጥያቄ ተነስቶልኛል እንግዲህ አሪፍ ጥያቄ ነው። እንግዲህ መጽሐፍ የሰው ልጅ። የአእምሮን የማከማቸት ወይም ደግሞ አለ አይምሮ ትልቅ የሆነ ምግብን የሚሰጥ ነውና እንግዲህ መጽሐፍን ስንመለከት ትልቅ የሆነ ጥቅም የምናገኝበት ትልቅ የሆነ የእውቀት ደረጃን የምንሸከምበት ወይም ደግሞ አይምሮአችን የምናሳድግበት እንዲሁም ደግሞ ብዙ ነገሮችን ታሪኮችን ሊሆን ይችላል። እንዲሁም ደግሞ ለምሳሌ በሀገራችን የተካሄዱ ትላልቅ ጦርነት ሊሆን ይችላል እንዲሁም ደግሞ ትላልቅ ጀብዶችን ሊሆን ይችላል በመጽሐፍ ተጽፎ ይገኛል እንዲሁም ደግሞ ትላልቅ ያለፉ ጊዜያትን የሚዳስሰው መጽሐፎች ይሆናሉ። እና እንግዲህ መጽሐፍ መኖሩ ዋናኛ ጥቅሞ ለዚህ ነው እንዲሁም ደግሞ ከዚህም ሲቀጥል ትልቅ እውቀትን ለመሰብሰብ እውቀትን ለማግኘት የተለያዩ ሰዎችን በሚገባ ለማወቅ ይጠቅመናል። እንዲሁም ደግሞ በጣም ደስ የሚል የአእምሮን ብስለት የሚያመጣ ነውና። እንግዲህ እኔ በጣም ደስ ያለኝ እንግዲህ ከሀገራችን ስመለከት እንግዲህ መጽሐፍን ሳይ በጣም ደስ ያለኝ እንግዲህ ዶክተር ዶክተር ኦሮታው የሚባል መጽሐፍን ነው በጣም ደስ የሚለኝ መጽሐፍ ነው። የአይምሮ ላይ የሚሰራ መጽሐፍ ነው ወይም ደግሞ ከአይምሮ የሚመጡ ዶፓሚኖችን እነሱ እነሱ ነገሮችን በሚገባ የሚመለከት መጽሐፍ ነውና። መጽሐፉ እንግዲህ ያው የሚለው እንግዲህ የስሜት ስሜት መግዛት የሚለው ፍንጭ ይሰጣልና። ትልቅ የሆነ በጣም እንደተመቸኝ መጽሐፍ ነውና በጣም የምወደው መጽሐፍ ነው። እንደ እንደ አጠቃላይ ስናገርና በጣም ደስ የሚለኝ መጽሐፍ ነው ማለት ነው። እንግዲህ መጽሐፍ ስንመለከት በብዙ መንገድ ነው መጽሐፍን የምናየው አንደኛ የተጻፈበት የጻፈው ሰውዬ ማየት ህይወት ኑሮ ነው የጻፈው ሁለተኛ ደግሞ በምን አይነት ሁኔታ ውስጥ ነው የዚህን ያሀል ጽፎ ለህዝብ ያበረከተው ምን ያህል የሚኖረው ነው የሚለውን እነዚህ እነዚህ ነገሮች በሚገባ ማሰብና ማሰላሰል ይኖርብናል። ብዬ አስባለሁ እና ያው እንግዲህ አንዱ መጽሐፍ ማንበባችን እንግዲህ አንደኛ ተረጋግተን እንድናስብ ይጠቅመናል ሁለተኛ ደግሞ ትልቅ የሆነ የአይምሮ ብስለትን ልናገኝ ይረዳናል። ሶስተኛ ደግሞ እንዲሁ እንዲሁም ትልቅ የሆነ የስሜትን መቆጣጠር እንዲሁም ደግሞ የተለያዩ ነገሮች ሲመጡ ግልፍተኝነት አለመሆኑን በሚገባ አጢኖ በሚገባ አስቦ በሚገባ ግራ ቀኙን አይቶ በደንብ መረዳት ይኖራል ማለት ነው። ቀጥታ እንደ ፈረስ ብቻ ወደፊት አይቶ መጋለብ ሳይሆን ወደኋላ ወደፊት የሚለውን ለማየት ለመዳሰስ ይጥቅመናል። እና እንዲሁ ደግሞ ትላልቅ እውቀቶችን እናገኛለን እንዲሁ ደግሞ ከተለያየ መጽሐፍ ስናነብ እንግዲህ በጣም በጣም ጥሩ የሚባል የህይወትን መርህ እናገኛለን። እና ደስ የሚለኝ መጽሐፍ ነው እላለሁ እንዲሁ ደግሞ ከባህር ማዶ ደግሞ አንድ ደርሶኝ ያነበብኩት መጽሐፍ የሮበርት ግሪን አርባ ስምንትቱ ህጎች የሚል መጽሐፍን ተመልክቻለሁ። ወይም ደግሞ በደንብ አንብቤያለሁና እሱንም ስመለከት እንግዲ አንዳንዴ ሰዎችን የመሸወድ ባህሪ የሚያሳይ ይመስላል መጽሐፉ እና ግን ጠለቅ ብዬ በተወሰነ መንገድ መረዳት ስሞክር በጣም በጣም ትልቅ የሆነ ሀያል የሆነ መጽሐፍ ነው። ስመለከተው ምክንያቱም ያ መጽሐፍ የተጻፉበት የአጻጽፊ ሂደቶች በጣም ገራሚ ናቸው። ምክንያቱም በተለያየ ከሰው ጋር የምንሰራው ስራ አለ በተለያየ ሁኔታ ሰዎች ጋር አብረን እንሰራለን በጥሩ ሁኔታ የምንሰራበት ሂደት አለ በመጥፎ ሁኔታ የምንሰራበት ሂደት አለ። እንዲሁ ደግሞ በተለያየ ምክንያት ከሰዎች ጋር ስንሰራ እንዴት ተገብተን መኖር እንዳለብን የሰው ልጅ እንዴት አስቸጋሪ ፍጡር ሊሆን እንደሚችል አንዳንድ ጊዜ ያስረዳናል። እና ለምሳሌ የመጀመሪያዋን ህግ እንኳን ስንመለከት ከአለቃህ ልቀህ አትታይ የሚል ህግ ነው። እንግዲህ የመጀመሪያው ህግ እና እንግዲህ ከአለቃችን እንደ አለሙን መፃፉ ከአለቃችን ልቀን ስንገኝ በቀላሉ አለቃችን ተቀደምኩ ብሎ እኛን ለማጥፋት ወይም ደግሞ ከዛ ቦታ ለማብረር ይፈልጋል። እና ወይም ደግሞ ከዛ የወረደ ስራ እንድንሰራ ያደርገናል እና ቀስ በቀስ ያ አቅማችንን ሳናሳይ በጊዜ ሂደት ግን ከአለቃችን ልቀን እንደምንገኝ ይሄ የሚያሳይ ነው። እና በጣም ደስ የሚለኝ መጽሐፍ ነው

የምትወደው ፍራፍሬ ምንድነው? የሚል ጥያቄ ተነስቷል እሺ ጥሩ ጥያቄ ነው እንግዲህ የምወደው ፍራፍሬ። ብዙ አይነት ፍራፍሬ አለህ በሀገራችን ላይ ብዙ አይነት ምድራችን በጣም ብዙ አይነት ፍራፍሬዎችን የምታበቅል ምድር ነች። ምንም የማትቀበለው ነገር የለም ሙሉ በሙሉ። እያንዳንዱን የፍራፍሬ አይነት እያንዳንዱን የእጸዋት አይነት እያንዳንዱን የተለያዩ የዛፍ ዝርያዎችን በሚገባ ታበቅላለችና ሀገራችንን በጣም ወርቅ የሆነች መሬትን አላት። ለማለት እወዳለሁ ምክንያቱም እያንዳንዱ ነገር ሀገራችን ውስጥ ይበቅላል። እያንዳንዱ ፍራፍሬና እንዲሁም ደግሞ በተለያየ ቦታ የውሃ ክምችት አለ እንዲሁም የከርሰምድር ውሃ ክምችት አለ። እና በብዙ መንገድ አታክልት ይለማል በጣም የሚለማበት ሁኔታ አለና። እንግዲህ ከአታክልቶች ውስጥ ከፍራፍሬዎች ውስጥ በጣም ደስ የሚለኝና የመጀመሪያው እንግዲህ ማንጎ ነው። ማንጎ በጣም በጣም በጣም ዉስጤን የሚያረካው ነገር ነው። ከዚህ በመቀጠል አቭካዶ አለ ሙዝ አለ ፓፓያ አለ። ሎሚ አለ ብርቱካን አለ። እንዲሁ ደግሞ አፕል አለ። በጣም በጣም ብዙ ተነግሮ የማያልቁ የጸዋት ወይም ደግሞ የፍራፍሬ አይነቶች አሉ በሀገራችን እና እነኚህ እነኚህን በጣም የሚመቹኝ ፍራፍሬዎች ናቸው። እና በጣም ደስ የሚለኝ መንፈሴን የሚያደሰው መንፈሴን የሚያረካው ፍራፍሬ ነው። እንግዲህ ፍራፍሬዎችን በነገራችን ላይ ፍራፍሬዎችን ስንመለከት ትልቅ የሆነ አቅም አላቸው። ለሰውነታችን ጥንካሬም ሆነ ለሰውነታችን ለበሽታ መቋቋም ሆነ ለሰውነታችን ደግሞ ለተለያዩ ለበሽታዎች በቀላሉ እንዳንዳረግ ትልቅ የሆነን የአስተዋጽኦ የሚያደርጉልን ሂደት አለና። ለምሳሌ በትንሹ እንኳን ምሳሌ እንኳን ስናይ ለምሳሌ የከብት ስጋን ወይም ደግሞ ስጋን ስንመለከት እንግዲህ ስጋ በየቀኑ የሚበላ ሰው። ለምሳሌ ዛሬ ጠዋት ስጋ በልቶ ቀንም ስጋ በልቶ ማታም ስጋ በልቶ ነገም ከነገ ወዲያ ስጋ የሚበላ ሰው በሚገባ አይኖርም። ሙሉ በሙሉ የሚባል ደረጃ እና በጣም ይሰለቻል በጣም የመሰልቸት ባህሪ አለው። እና ወደ አታክልት ነው ፍራፍሬ ስንመጣ ደግሞ ፈጽሞ ፈጽሞ ፈጽሞ ሊሰለቸን አይችልም ማለት ነው። ለምሳሌ ሽሮውን ስንመለከት የባቄላ ይኖራል የአተር ይኖራል እንዲሁም ደግሞ የሽምብራ ይኖራል። እንዲሁም ደግሞ ከዚህ ጋርም ተያይዞ ከሽሮ ውጪ ለምሳሌ በርብሬን ስንመለከት በጣም ብዙ ቅመማ ቅመም ይገባበታል ትልቅ የሆነ ውጤት ይኖረዋል። እሱ ከውስጡ እንዲሁ ደግሞ ወደ አታክልቱ ስንመጣ ደግሞ ለምሳሌ ቲማቲም አለ ጥቅል ጎመን አለ ድንች አለ እንዲሁ ደግሞ ቆስጣ አለ ሰሊጥ አለ እና ብዙ ብዙ ነገሮች አሉ። በምድራችን ወይም ደግሞ በአካባቢያችን እና አንደኛ ነኝ ያሉ ምግቦች ጋር ደማምሮ ለምሳሌ አቡካዶ ማንጎ እንዲሁም ፓፓያ የተለያዩ ብርቱካን ሎሚ የምንላቸው እንዲሁም ደግሞ በብዙ መንገድ የምናየው ካዛሚሮ የሚባለው እንዲሁም አፕል የምንላቸው እነኚህ የተለያዩ ፍራፍሬዎች ከእነኚህ ምግቦች ጋር በጣም ትልቅ የሆነ ግንኙነትና ውደት አላቸው ማለት ነው። በየጊዜው ብንበላቸው ምንም የማንሰለቸው የምግብ አይነት ሆይ ናቸው። እና በጊዜ ሂደት እዚህ በጣም ትልቅ የሆነ ለውጥም የምናመጣበት ከአታክልት ነውና አታክልት መመገብ ለጤናችን ትልቅ የሆነ መሳሪያ ወይም ደግሞ ትልቅ የሆነ ዋስትና ነው። ብዬ ነው የማስበውና አታክልት ስንመገብ እኛ ሙሉ በሙሉ ምግቡን ሆዳችን ይቀበልናል ወይም ደግሞ አእምሮአችን በጣም ለዛ ነገር ዝግጁ የሚሆንበት ሂደት አለና። ከዚህ ጋር ተያይዞ በደንብ በደንብ በደንብ መሰራት የሚገባው ሂደት ነው። ወይም ደግሞ መሰራት መታሰብ የሚገባው የ ፍራፍሬን አይነት በደንብ ተረድቶ ጥቅሙን እና ምን ያህል የተሻለ ነገር ሊያመጣ እንደሚችል በደንብ በደንብ በደንብ መረዳትና ማወቅ ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ እንግዲህ ፍራፍሬን ሆነ መገብ ትልቅ የሆነ የጤናን ክህሎት የጤናን ሚና የጤናን አመለካከት እንኳን ለመቀየር ጤና ስንሆን ነውና ይሄ ትልቅ የሆነ አሪፍ ነገር

በቡድን መስራት ትወዳለህ ወይ? የሚል ጥያቄ ተነስቶልኛል አሪፍ ጥያቄ ነው እንግዲህ በቡድን መስራት በሚገባ ደስ ይላል በሚገባ አሪፍ ነገር ነው ብዬ አስባለሁ እና ጥሩ ነገር ነውና እንግዲህ በቡድን መስራትን ስንመለከት በብዙ ነገር ማየት እንችላለን ወይም ደግሞ ብዙ መንገድ ማየት ይኖርብናል ብዬ አስባለሁ እና እንግዲህ ትውልድ የመቅረጽ ሊሆን ይችላል እና እንዲሁ ደግሞ የሰራተኛ ችግር በሚገባ ትምህርት ቤት መቀየስ ደግሞ ማስገባት እና ትልቁ ኢትዮጵያ የ የቡድን መስራት ሂደት ትልቅ የሆነ የአስተሳሰብ ሂደትን ያስፈልገዋል ማለት ነው ምክንያቱም ምክንያቱም ለሱ ወጣቶች እኛ የሱ ወጣቶች ሰዎች የሚገባ እንደው ተለበባቸው አጠቃላይ ስንመለከተው ደግሞ ትልቅ የሆነ የአሰራር ሂደት አለና እንግዲህ በቡድን መስራት ስንመለከት የቡድን ክህሎታችንን በደንብ ልናዳብር የሚገባውም እንዴት ነው በመጀመሪያ በቡድን እኔ እንደተረዳሁት ማለት ነው በቡድን ከመስራታችን በፊት በግላችን የየራሳችንን ስራ ቅድሚያ መስራት ይኖርብናል ብዬ አስባለሁ በእኛ ሀገር ደረጃ እና ይሄን ያልኩበት ምክንያት ምንድነው መጀመሪያ የግል ስራውን ማንኛውንም ሰው ትኩረት ሰጥቶ በሚገባ መስራትና በሚገባ ውጤት የተወሰነች ውጤት ማምጣት አለበት ወይም ደግሞ በራሱ ስራ በግሉ ስራ በሚገባ መለማመድ አለበት ማለት ነው ጭራሽ መለማመድ ከዚህም ጋር ተያይዞ ትልቅ የራሱን ድርጅትም ከፈተ የራሱን ስራ ከፈተ በደንብ በደንብ ራሱ ጋር መስራት አለበት ብዬ ነው የማስበው ራስን የራሱን ስራ በደንብ መቆጣጠር ከጀመረ ከዛ በኋላ ወደ እንዳለው ወደ ድርጅት ሲመጣ በጣም ለእሱ እንቁላል እንደመስበር ነው የሚሆንለት ምክንያቱም ምንድነው ያ የተሰራው ስራ ወይም ደግሞ ያ የተጀመረው የራሱ ስራ በሚገባ ካጠናቀቀ ወደ በቡድን መስራት ይገባልና ከዛ ጊዜ በኋላ እኔም በሚገባ ወደ ቡድን ስራ መስራት እወዳለሁ እና እንግዲህ በቡድን ሲሰራ ምንድነው ትንሽ ሊያስቸግር የሚችለው እና የተመለከትኩት አንዱ አንድ ሲል አንዱ አንድ ይላሉ ወይም ደግሞ የተሻለ ነገር ሀሳብ ሲመጣ የተወሰነው ይቀበላል ያልተወሰነው ደግሞ አይቀበልም ድንገት ገንዘቤን ቢያሳጣኝስ እንደዚህ ቢሆንስ እንደዚህ ቢሆንስ የሚል እሳቤ ይኖራል እና ይሄ ያው ትልቅ የሚያቃርን ነገር ነው ምክንያቱም አሁን ለምሳሌ ስንመለከት ትልቁ የቡድን መተግበሪያ እንትን አላውቅም አመጡና ሻሳው ራሱ ከዛ ጋር ተያይዞ ትልቅ የሆነ ውጪ ታላቅ ራሱ አይደለም እንዳለ የ የአንዳንዱን የጋኖን እንድትሽ የጋኖን የ ቡድን ወይም ደግሞ የጋሎን የአሰራር ሰውም ደግሞ የሆነ የአሰራር ሂደትን በጋራ መስራት ትልቅ የሆነ ጥቅም የሚያመጣ ነው ከታሰበበት ወይም ደግሞ በሚገባ ከተሰራ ምክንያቱም ኢንቨስትመንት ሲኖር ወይም ደግሞ ከትንሽ ጀምሮ እየተንቀሳቀሰ ያሉ ሰዎች ቢሆኑ እዚህ አይነት ቦታ ላይ የገቡ ሰዎች ወይም ደግሞ በድርጅቱ ወይም ደግሞ ተደራጅቶ አንድ ላይ በቡድን መስራት የፈለጉ ሰዎች በሚገባ ከትንሽ ጀምረው መነሳትን ስለሚያውቁ እዚህኛው ላይም ኢንቨስት ሲያደርጉ ወይም ደግሞ እዚህኛው ላይ ወጪ ሲያደርጉ ትልቅ የሆነ የአስተሳሰብ እና የአእምሮአዊ ህሊና ንቃት አላቸው እና ይቺን ነገር በቀላሉ እነሱን ማስተካከል የሚችሉበት ሂደት አለ ማለት ነው እንደ አጠቃላይ እና ይሄን ይመስላል ማለት ነው በቡድን መስራት ትልቅ ጥቅም አለው ማለት ነው አጠቃላይ ስንመለከት በቡድን ከሰራን ትልቅ የሆነ ውጤት እናመጣለን ብዬ አስባለሁና ይሄን ይመስላል አጠቃላይ እንግዲህ ስንመለከት የቡድን አሰራርን ማለት ነው

አካባቢውን ይወዱታል የሚል ጥያቄ ተነስቶልኛል እንግዲህ አካባቢዬን በሚገባ እወዳለሁ። እንግዲህ የስራ ቦታዬንም በደንብ እወዳለሁ እንዲሁም ደግሞ ያለሁበትን ማህበረሰብ በጣም ይመቸኛል በጣም ደስ ይለኛል በጣም ብዙ ነገር እውቀት የማገኝበት ማህበረሰብ ስለሆነ በጣም ደስ ይለኛል። ምክንያቱም አንድ ሰው ወይም ሙሉም ሄዶ እንኳን አማክሮ የተሻለ እውቀትን ይዞ መመለስ ትልቅ ነገር ነው ብዬ ነው የማስበው። እና ከተለያዩ ሰዎች ጋር ያልገባኝን ቀጥታ እኔ ያለማወቅ ኃጢአት አይደለም ብዬ ነው የምሄደው። ምክንያቱም እስካየሁ የሆ ነገር ካላወቅኩ ካልጠየቅኩ ወይም ደግሞ ያንን ነገር ተረድቼ ሄጄ ካላወቅኩ መቼም የማውቀው ነገር አይኖርምና። ያንን ነገር ሳላውቀው እንደዛው ይቀርና በጊዜ ሂደት ዋጋ ያስከፍረኛል። እና እኔ በተሰማራሁበት ዘርፍ ላይ ለምሳሌ ያሉ ትላልቅ ባለሙያዎች ይኖራሉ እና እነኛም ባለሙያዎች እንግዲህ ምን አደርጋለሁ? እነሱ ትላልቅ ደረጃ ላይ የደረሱትን እኔ ገና በትንሹ የጀመርኩ እንደመሆኔ የመጠን ያልገባኝን ቦታ ያላወቅኩትን ቦታ ቀጥታ ሄጄ እየጠየቃቸው አለው እነኛን ሰዎች እንደዚህ እንደዚህ የሆው በምን ምክንያት ነው ብዬ እጠይቃቸዋለሁ? እንደዚህ ስጠይቃቸው አንዳንድ ጥያቄ ያው የሰው ልጅ እስካላወቀ ድረስ አላወቀም ነውና። በጣም ቀላል የሆኑ በጣም ትንሽ የሆኑ ፍንጭ ባገኝ በሚገባ ላውቃቸው የሚችላቸው ነገር በጣም ለጥቂት ነገር ሄጄ እጠይቃቸዋለሁ እና ባለማወቅ ውስጥ ስለሆነ ምንም አይመስለኝም። ምክንያቱም ግዴታ ያላወቅኩትን ነገር በደንብ ማወቅ ስላለብኝ ሄጄ እየጠየቃቸው እና እነሱ ራሱ በጣም ይገርማቸዋል። የድፍረቴ የሁኔታ እና እንግዲህ ለማንኛውም ስራ ለመስራት ድፍረትም እንዲሁ ይጠይቃል። እና እና አካባቢዬ ሰዎች እንደዚህ እንደዚህ ያለው ጥያቄዎችን ሄጄ ጠየቃለው ነው ያላወቅኩትን ይነግሩኛል እንዲሁ ደግሞ ያልተረዳሁትን ይረዱኛል። እና ይሄ ስለሆነ በጣም ያለሁበትን ቦታ በጣም ደስ ብሎኝ ነው የምኖረው በጣም ደስ ይለኛል ማለት ነው። እንዲሁ ደግሞ ቢዝነሴን የጀምርኩበትን ቦታ በጣም ጥሩ የሆነ ማህበረሰብ ነው ያለው ምክንያቱም እንግዲህ ሲጀምርም ከማህበረሰቡ ጋር ተዋህጄ ለመስራት ነው አላማዬና ትልቅ የሆነ የማህበረሰብን ፍቅር አይቻለሁ ደግሞ የማህበረሰብን ደስ የሚል ባህሪያቸውን አይቻለሁ እና ደስ የሚል የስራ ሂደት ወይም ደግሞ የአካባቢን የመውደድ ሂደት በጣም በደንብ እወዳለሁና። የተለያዩ አካባቢ ጽዳት የሚሰሩ ነገሮች ሲኖሩ አብሬ በሚገባ ከማህበረሰቡ ጋር ማጽዳት ሊሆን ይችላል እንዲሁ ደግሞ የተለያዩ ስራዎችን ማከናወን ሊሆን ይችላል። እንዲሁ ደግሞ በብዙ መንገድ ሊስተካከሉ የሚችሉ የስራ ሂደቶችን እነሱንም ደግሞ ጥሩ ሁኔታ ለማከናወን የምሞክርበት ሂደት አለና ትልቅ የሆነ የስራ ሂደት ነው የማከናውነው ማለት ነው። እንደአጠቃላይ ስመለከተው ትልቅ የሆነ የአካባቢ ልማት ሲኖር ለምሳሌ የተለያዩ እጸዋቶች ሲተከሉ የተለያዩ ደሳስ የሚሉ አካባቢው ከተማ ውበት ሊያመጡ የሚችሉ ነገሮችን እነኛ እነኛ ነገሮች ሲሰሩ እኔም ጠጋ ብዬ የምሰራበት የምትልበት ሂደት አለና ምክንያቱም ደስ ይላል ለተመልካቹም ሆነ ለኔም ደስ የሚል መንፈስ ስላለው ከማህበረሰቡ ጋር ተዋህጄ በጣም በጥሩ ሁኔታ ለመስራት ነው ተነሳሁት። መጀመሪያም እና ጥሩ የሆነ ሲኖር ጥሩ የሆነ ትውልድ ይቀረጻልና ጥሩ የሆነ ትውልድ ሲቀረጥ ደግሞ ጥሩ የሆነች ሀገርን የመገንባት አቅም ይኖረዋል ብዬ አስባለሁና። ትውልዱ እና ከዚህ ጋር ተያይዞ ጥሩ ቤተሰብም ሆነ ጥሩ ማህበረሰብ ሲኖር በጣም ለሀገርም ጥሩ ነው ለአካባቢም ጥሩ ነው ለደህነቱም ጥሩ ነው። እንዲሁም ደግሞ ለተለያዩ ለሰዎች ይጋጩ ሊሆኑ ይችላል ሰዎች ይጣሉ ይሆን ይችላል እና እንደዚህ እንደዚህ አይነት ነገሮችን በቀላሉ የሚፈታበት ሂደት ይፈጠራል። እና እንደዚህ አይነት ቅን ቅን ሰዎችስ በሚገባ ሲኖሩ በብዙ መንደር ላይ እና እንደ አጠቃላይ ትልቅ የሆነ ደስ የሚል ባህሪ ይሄ ያለው ደግሞ የሚያስደስት የሙያ ሂደት ነው ማለት ነው። እንደ አጠቃላይ ስንመለከተው እንግዲህ በጊዜ ሂደት ያው የተሻለ ነገር ይዤአሁን እመጣለሁ የሚል የአካባቢያዊ ልማድ ወይም ደግሞ የአካባቢያዊ አንድ ላይ ተሰባስቦ የተለያዩ ክብረ በዓሎችን የተለያዩ ነገሮችን ማከበር በጣም ደስ የሚያሰኝ ነውና እንግዲህ ከዚህ ጋር ተያይዞ ትልቅ የሆነ የአካባቢን አካባቢን በሚገባ እወዳለሁ ማለት ነው። ይሄን ይመስላል እንግዲህ አጠቃላይ

ጥያቄ ነው በጣም ጥሩ እንግዲህ የስራ ምኞቶቼ በብዙ መንገድ የተከፋፈሉ ነበሩና እነሱን በአንድ ላይ የመሰብሰብ ሂደትን በሚገባ ሞክሬያለሁና። እንግዲህ የስራ ምኞቶች ምንድን ናቸው የሚለው? በተለያየ ሁኔታ መመልከት እንችላለን ማለት ነው። እንግዲህ የስራ ምኞት የተለያየ ዘርፍ እንግዲህ መጀመሪያ ወደ የትኛውም ስራ ከመግባቴ በፊት በጣም ብዙ ዘርፎችን ተመልክቻለሁ የትኛው የተሻለ ስራ ይኖረዋል የትኛው የተሻለ አቅም ይኖረዋል የትኛው በቀላሉ የተሻለ ደረጃ ይደርሳል የሚለውን በብዙ መንገድ ተመልክቻለሁ። እና የስራ ምኞቶቼ በብዙ በነበሩበት ጊዜ ነበርና አሁን ላይ ግን በሚገባ ወደ ምኞቴ ወደ የሚያዋጣኝ የስራ ሂደት ተመልሼያለሁና። ትልቅ የሆነ የማዋጣት ሂደትን ወይም ደግሞ የመስራት ሂደትን አስመር ኩዞ ጥሩ በሚባል ሁኔታ እየሰራሁ እገኛለሁ። እና ትልቅ የሆነ የስራ ምኞቶች ነበሩኝ እንደ አጠቃላይ ግን እነሱን አስተካክዬ ወደ አንድ ነገር ጨፍልቄ መጥቻለሁና በጥሩ ሁኔታ ይሄንን እየሰራሁ እገኛለሁ ማለት ነው። እንደ አጠቃላይ እንግዲህ ይሄንን ይመስላል

ቤት ውስጥ ወይም ውጪ መሆን ትመርጣለህ? የሚል ጥያቄ ነው እንግዲህ ውስጥ መሆን ወይም ደግሞ ውጪ መሆን እንግዲህ ከስራዬ ሲቀጥል የሚመጡ ነገሮች ናቸው ወይም ደግሞ በእረፍት ሰዓት የሚመጡ ነገሮች ናቸው እና እንግዲህ በጣም ደስ የሚለኝ በጣም ደስ የሚለኝ ለኔም ሰላም የሚሰማኝ ቤት ውስጥ መቀመጥ ነው የተለያዩ ውጪ ዞር ዞር ማለት ያን ያህል ጥሩ ስሜት አይሰጠኝም፣ ምክንያቱም ደግሞ አሁን ባለውበት ሁኔታ በጣም መስራት የሚገባኝ ጊዜ ላይ በጣም ወጥሬ መስራት ያለብኝ ጊዜ ላይ ስለሆነ በጣም ጥሩ በሚባል ሁኔታ ለመስራት የትኛውንም ስራ ለምሳሌ ከስራው በኋላ ስመለስ ምንድነው ያ ሰራ የዋልኩትበትን የስራ ሂደት በምን አይነት መንገድ እየሄድኩ ነው ጥሩ ነው ወይ ወይስ አሪፍ አይደለም ወይስ ስሜን ላስተካክል ምን ልጨምር የሚለውን ነገር በብዙ መንገድ ተረድቼ እና አውጥቼ አውርጄ የማይበት መንገድ አለ ለምሳሌ ከሁለት ወር ሶስት ወር በኋላ እንዴት እየሄደ ነው አሪፍዬ እየተንቀሳቀሰ ነው ወይስ ምንድነው የሚለውን ይሄንንም በሚገባ እመርከታለሁ ማለት ነው፣ እንግዲህ ከዚህ ጋር ተያይዞ ትልቅ የሆነ የስራ ለመመደብ ወይ ደግሞ የስራ እውቀት ሲኖረው እንግዲህ ለምሳሌ ቢያንስ ወደ ውጪ ዞር ዞር የምልበት ጊዜ ቢኖርም ያን ያህል በጣም በየጊዜው የምወጣበት እና ወይም ደግሞ የምንቀሳቀስበት ጊዜ የለም ማለት ነው። የተወሰነ ጊዜ ሳገኝ አንዳንዴ ይህንንም ደግሞ የማደርገው በምክንያት ነው። አይምሮዬ የመኖና የመጨናነቅ ምናምን ባህሪ ወይም ደግሞ በቃ የሆነ ትንሽ ደበር የሚል ባህሪ እላዬ ላይ ስመለከተው ወይም ደግሞ ሲንጸባረቅ ወጣ እለና በመንገድ ቀስ እያደረኩ ብቻዬን ወክ እያደረኩ ወደፊት ያለውን ነገር እንዲሁ ደግሞ ያሳለፍኩትን ነገር ብዙ ነገር እያየሁ በምናቤ ብዙ ነገሮችን እየሳልኩ ብዙ ነገሮችን እየተመለከቱ እንቀሳቀሳለሁ፣ እንዲሁም ደግሞ የተለያዩ ነገሮችን አስባለሁ የተለያዩ ለምሳሌ አንዳንድ ጊዜ የሆነ አዲስ ነገር ሰው ለመፍጠር ሲፈልግ ምን ያደርጋል የመጀመሪያው የትኛውንም እንቅስቃሴ ሲያደርግ በእርጋታ በዝግታ ቀስ እያለ ሲንቀሳቀስ አዲስ ነገር ክሬት ወይም ደግሞ የመፍጠር አቅም አለውና፣ የጥልቅ የሆነ ለሰዎች ጠቃሚ የምንለው ነገር ነው እና በጣም በጣም ወሳኝ የሚባል ነገር ነው። ማለት ነው እንደ አጠቃላይ ስናየው እንግዲህ እንዲሁም በቤት ውስጥም ደግሞ የምቀመጥበትም ለምሳሌ ያልገባኝ ቦታ ያልገባኝ ነገር ሲኖር ወይም ደግሞ ጠቅላላ እውቀት እውቀትን ሙሉ ለማሳደግ የሆነ መጽሐፍን አንብቤ ለማንበብ እሞክራለሁ ማለት ነው እንዲሁ ደግሞ የተለያዩ የእውቀት አድማሶችን ለማስፋት የተለያዩ ቪዲዮዎችን ላይ እችላለሁ የተለያዩ አንዳንዴ አዝናኝ ሙዚቃዎችንም አዝናኝ ቪዲዮዎችንም ላይ እችላለሁ እና በሚገባ የቤት መቆየትን ግን ከ ውጭ ከመውጣት ይልቅ ቤት መቆየትን በጣም አዘውትራለሁ እና በጊዜ ሂደት ደግሞ የፈለገኝ ቦታ ላይ የመሄድ አቅም የሚኖረኝ ጊዜ ላይ በምንቀሳቀስበት ጊዜ ላይ ጥሩ ህይወትን ለማሳለፍ ነው አሁን ላይ እንግዲህ እንቅስቃሴ እያደረኩ ያለሁት፣ እና እንግዲህ እንደ አጠቃላይ በቤት ውስጥ በተወሰነ ጊዜ እቀመጣለሁ ማለት ነው። እንዲሁም በውጪ ደግሞ አንዳንድ ቀናቶች ላይ የምንቀሳቀስበት ወይም ደግሞ ከቦታ ቦታ የሚሄድበት ነው ማለት ነው እና እንደ አጠቃላይ በብዙ መንገድ ስናይ እቤት ውስጥ መቀመጥ የተለያዩ ጥቅሞች አሉት። አንዳንዴ ደግሞ ወደ ውጭ መውጣት ከተለያዩ ሰዎች ጋር የመገናኘት እና ከተለያዩ ሰዎች ጋር የተለያዩ አስደሳች ጊዜዎችን ማሳለፍ የሚቻልበት ጊዜ አለ። አንዳንድ ሰዎች ስንመለከት በጣም ፈኒ የሆኑ በጣም የሚናገሯቸው ቃላቶች በጣም ሰዎች ሊያዝናኑ የሚችሉ ሳቂታ የሆኑ ሰዎች ለምሳሌ ውጪ ወጥተን ስናገኝ በጣም ደስ የሚሉ ናቸው። ከእሱ ጋር ሁለት ሶስት አራት አምስት ጊዜ በማሳለፍ በጣም ደስ የሚል አምልሰውኝ ደግሞ ባህሪ ይኖረዋል እና ከዚህ ጋር ተያይዞ ደስ የሚል ነገር መመልከት ይቻላል ብዬ አስባለሁ፣ እና ጥሩ እንግዲህ የቤት ውስጥም ሆነ ወደ ውጪ መውጣት አሪፍ በሚባል ሁኔታ የሚያስደስተኝ ሂደት አለና በተወሰነ መንገድ እወጣለሁ በተወሰነ መንገድ እቀመጣለሁ

በድን ቋንቋን ታምናለህ የሚል ጥያቄ ነው? እንግዲህ በድን እንግዲህ ስንል በድን ማለት ያው ምንም የማይሰማው ይመስለኛል የማይሰማው ነገር ወይም ደግሞ ብንመታውም ሆነ ብንቆነጥጠው የማይሰማው ማለት ነውና። እንግዲህ በደንብ ቋንቋ ታምናለህ የሚለውን አላምንም ነው የምለው መልሴ ምክንያቱም ለምሳሌ ድንዝዝ ያለ ነገር ቢነግሩት ቢነግሩት ቢነግሩት ለምሳሌ ድንዝዝ ያለ ሰው በተለያዩ በሱ ሰዎች ሊሆኑ ይችላሉ በተለያየ በ የተለያዩ አላስፈላጊ ነገሮች ደንዝዞ ያገኘነው ሰው ወደዚህ ብትሄድ ይሻላል ከዚህ ህይወት ውጣ እንደዚህ አድርግ እንደዚህ አድርግ የምንለው ፈጽሞ ሊሰማንና ሊረዳን አይችልም። እንደውም ሰድቦ ሊሄድ ይችላል እና ከኖርማሉ ሰው አእምሮ ወጣ ያለ ነው የሚሆነው እንዲህ አይነት ሰው እና በድን ቋንቋ ወይም ደግሞ በድን ንግግር ነው የሚናገር ሰው የበድን ቋንቋ ንግግር የሚናገር ፈጽሞ ምንም ሊሰማን አይችልምና። እንደ ሰዎች በጣም አስቸጋሪ የሚሆኑበት ሂደት አለና እንደ አጠቃላይ በጥሩ ሁኔታ እንደዚህ አይነት ሰዎችን በጊዜ ሂደት ቀስ በቀስ ማለማመድ የሚቻልበት ሂደት አለና እሱን በሚገባ ለጊዜ ሂደት ማስተካከል ይቻላል ብዬ አስባለሁ። እና ይሄንን ደግሞ ለማድረግ የተለያየ የእውቀት ደረጃ ያስፈልገዋል እና ከተለያዩ ባለሙያዎች ጋር እንደዚህ አይነት ነገሮችን መገናኘት እና መነጋገር ትልቅ ጥቅም ይኖረዋል ብዬ አስባለሁ። እና እንግዲህ በድን ቋንቋ ታምናለኝ የሚለው እንግዲህ እንዳልኩት አላምንበትም ማለት ነው። እና እንደ አጠቃላይ እንግዲህ እንዲህ አይነት ቋንቋዎችም ሆነ እንዲህ አይነት የቡድን ንግግሮች አስቸጋሪ የሚባሉ ናቸው ብዬ ነው የማስበው እና ከዚህ ጋር ተያይዞ ትልቅ የሆነ የ የማስረዳትም አቅሙ ነው የመረዳት አቅም ለማባከን በጣም ይከብዳል። እና እንደዚህ አይነት ሰዎች ሊገባቸውም አይችልም እና ትንሽ ከበድ ይላል እንደ አጠቃላይ ስመለከተውና ይሄን ይመስላል እንግዲህ ጉዳዩን እሺ እናየው እንደ አጠቃላይ ይቺን ይመስላል ማለት ነው።

ጥያቄ ነው፣ እንግዲህ ላውቶፕን ስንመለከት በተለያየ የአሰራር ሂደት ወይም ደግሞ በተለያየ የሙያ ዘርፍ ተሰማርተን ስንሰራ እንግዲህ አንዱ ሊረዳን የሚችል ከእኛ ጎን የሚሰለፍ የ የ የተለያዩ የ ሶፍትዌሮችን የምንይዝበት እኛን ሊረዳ የሚችል ህ ነው እንግዲህ ላፕቶፕ ስንመለከት። እንግዲህ ላውቶፕ ስናየው በብዙ መንገድ ላውቶፕን መረዳት ይችላል። እና ላውቶፕ ጥሩ ጥቅም አለው እና ለተወሰነ ጊዜ ላውቶፕ ይዤ ነበር፤ እና በጊዜ ሂደት ደግሞ ባለመመቻቸት መልሼ የሸጥኩበትም ጊዜ አለ ላውቶፖን፤ እና አሁን ላይ የምጠቀመው በስልኬ ነው። ያው ስልኬ አሪፍ ስልክ ስለሆነ በሚገባ በስልኬ ብቻ ነው የምጠቀመው ላውቶፕ የለኝም። እና በጊዜ ሂደት ግን ይሄ መልሼ አሪፍ የሆነ ላውቶፕ እንደማመቻች፤ ወይም ደግሞ ጥሩ እንደማስተካክል እርግጠኛ ነኝ። እና እንግዲህ ያው ላውቶፕን ስንመለከት ብዙ ጥቅሞች አሉት። ብዙ ለስራችን የተለያዩ ዳታዎችን ሰብስበን፤ እነኛን አሪፍ አድርግተን ለማስቀመጥ። እንዲሁም ደግሞ የተለያዩ ፋይሎችን አሰባስበን አንድ ቦታ ለማስቀመጥ፤ እና በብዙ መንገድ ይጠቅመናል። ላውቶፕ እና ላውቶፕን በሚገባ መጠቀም ትልቅ የሆነ የእውቀት ደረጃን ማሳደግ ይቻላል። እና እንደ አጠቃላይ ላውቶፕል ጥሩ ነገር ነው፤ እና ጥሩ

በጀት ታስተዳድራለህ የሚለው ጥያቄ እንግዲህ በሚገባ አስተዳድራለሁ ማለት ነው። ያው በስራዬ ላይ ያሉ የወጪና ገቢዎችን በሚገባ ሂሳቡን እሰራለሁ። በሚገባ ምን ያህል ትርፍ እንዳለ ምን ያህል ኪሳራ ሊኖር እንደሚችል ምን ያህል ከወጪ ቀሪ ሊኖር እንደሚችል ይሄንን እያንዳንዱን ነገር በሚገባ እሰራለሁ። ወይም ደግሞ በሚገባ አሪፍ በሆነ መንገድ እሰራዋለሁና። ጥሩ የሂሳብ አሰራር መንገድ በሚገባ እንግዲህ በጀትን ወይም ደግሞ ለዛ ስራ የማወጣውን የተለያዩ ወጪዎችን ሊሆን ይችላል እንዲሁም ደግሞ የተለያዩ አስፈላጊ ነገሮችን እንዲሁም ደግሞ በጣም ጥሩ የሚባሉ የስራ ሂደቶችንም እንዲሁ አንድ ላይ አገናኝቼ በሚገባ በጀቱን የማስተካክልበት ወይም ደግሞ ጥሩ በሚባል ሁኔታ የምሰራበት ሂደት አለና። ትልቅ የሆነ የበጀት አያይዝ አሙያ የተማርኩ እገኛለሁ። አሁን ባለውበት ሁኔታ ያው አሪፍ ግን በተወሰነ መንገድ እስኪልበታለሁ ያው የተሻለ ደግሞ የተሻለ ጎበዝ ለመሆን በሚገባ እውቀትና ልምድ ያስፈልጋልና። ያን ደግሞ በሚገባህ ለማረግ ዝግጅቴን ጨርሼ ወደዛ ገብቻለሁና። በሚገባ እንግዲህ የሰው ልጅ የትኛውንም ነገር ሲያስተዳድር የትኛውንም ለምሳሌ የተለያዩ ድርጅቶች የግል ሊሆኑ ይችላል የመንግስት ሊሆን ይችላሉ እና ይህንን የማስተዳደር ስራ ላይ የተቀመጡ ሰዎች እንግዲህ ትልቅ የሆነ ሀላፊነት አለባቸው። እና ምክንያቱም ወጪ ገቢዎችን በሚገባ መጽሐፍ አለባቸው እንዲሁ ደግሞ የተለያዩ ትርፍ ሲመጣ ከመጠን በላይ ትርፍም ሲመጣ እንደዛው መጻፍ አለበት። እንዲሁም ደግሞ ትልቅ የሆነ የተለያየ ወጪም ሲመጣ መጽሐፍ አለባቸው እና እንዲሁም ደግሞ ለሰራተኞቻቸው የሚከፍሉትንም ደሞዝ በደንብ በደንብ በደንብ ተረድተው በደንብ አመቻችተው መጨረስ ጨርሰው ነው። አንዴ በሚገባ የሚከፍሉትና ከዚህ ከዚህ ጋር ተያይዞ ትልቅ ጥንቃቄ የሚጠይቅ ነው ማለት ነው። እንግዲህ የበጀት ስራ ማለት ነው። እና ብዙ ገንዘቦች በዚህ በበጀት በኩል የሚያልፉበት ወይም ደግሞ ብዙ ገንዘቦች የሚንቀሳቀሱበት ስለሆነ በጀት እንግዲህ በሚገባ። የመቆጣጠርም ሆነ የማስተዳደር ሀላፊነት የግድ አለብንና እንደውም ጥሩ ጎበዝ አስተዳዳሪ መሆን አለብን ማለት ነው። ምክንያቱም እዳ ሊወጣብን ይችላል እና እነኚን እዳዎች ደግሞ በቀላሉ ለማንከፍላቸው ሊሆኑ ይችላሉ በጣም ከባባድ ብር ሊሆን ይችላል። እና በሚገባ ይህንን የ እንደዚህ አይነት እዳዎችን በደንብ አርግቶ አርግቶ አስተካክለን ደግሞ በሚገባ። ሂሳቡን ሰርቶ ከወጪ ጋር ምን ያህል እንደተገኘ እያንዳንዷን ሂሳብ ከትንሽ ከትልቋ ወጪ የተደረገችውን ነገር መጻፍ አለበት። እና እንዲሁም ደግሞ ትልቅ የሆነ ውይይት ሀሳብ ወይም ደግሞ የበጀት መዋቅርን መያዝ ደግሞ በጣም ጥሩ ነገር ነውና። እንዲሁም ትላልቅ ድርጅቶችን እንደውም የሚያስተዳድሩ ሰዎች በጣም ይገርሙኛል። ወይም ደግሞ የበጀት በኩል ያሉ ሰዎች በጣም የሚደንቁ ናቸው። እና በጣም በሺህ የሚቆጠር ሰራተኞች እየሰሩ እነኛን ሰራተኞችን ተቆጣጥረው ከዛም ሲቀጥል ደግሞ ጥሩ የሚባል ክፍያ ነው በሚከፍሉበት ጊዜም በሚገባ ከነኛ ሰዎች ጋር ተግባብተው እነኛ ሰዎች ስራቸውን ሰርተው የሚወጡበት ሂደት አለ። እና እንግዲህ ከዚህ ጋር ተያይዞ እንግዲህ በጣም ጎበዝ ጎበዝ የሆኑ ማኔጅ የሚያደርጉ ባለሙያዎች እንዲሁም አሉና። ከዚህ ጋር ተያይዞ ትልቅ የሆነ ጥቅም ሊያገኙ የሚችሉበት ሂደት ይኖራልና። ለአጠቃላይ እንግዲህ ይሄን ይመስላል ሰዎቹ ልክ እንደ የሚሰጠው የበጀት አይነት ወይም ደግሞ የሚሰጠው የገንዘብ አይነት ከዛ ተነስተው ነው እንግዲህ የትኛውንም እንቅስቃሴ አድርግተው የትኛውንም ውጤታማነት ለማረጋገጥ በሚገባ የሚሰሩትና። ትልቅ የሆነ የአመለካከት ወይም ደግሞ አስተሳሰብ ክህሎት ስላላቸው በሚገባ ሰዎችን ማኔጅ አርገተው ወይም ደግሞ ተቆጣጥረው ማስተዳደር ይችላሉና። ከዚህ ጋር ተያይዞ እንግዲህ ይሄን ይመስላል ማለት ነው።

ማብሰል ትችላለህ የሚል ጥያቄ ተነስቶልኛል እንግዲህ ማብሰል በደንብ ይችላሉ ማለት ነው። ያው ቀለል ቀለል ያሉትን ነው። ማብሰል የሚችለው ለምሳሌ እንጀራ መጋገር ዳቦ መጋገር አልችልበትም ቀለል ቀለል ያሉትን ግን። ለምሳሌ ምግብ ማብሰር ለምሳሌ የተለያዩ ወጥ መስራት ይችላል ቅርል ቅርል ያሉ ስራዎችን በሚገባ እሰራለሁ። ግን ልጅ ትላልቅ ስራዎችን አልችልበትም ማለት ነው። ለምሳሌ ዳቦ መጋገር ከየት ወዴት እንደሚደረግ ራሱ በደንብ አልችልበትም። ቤተሰብ ሲጋግርም ደግሞ ቤተሰብ ገብቼ ማዘር ስር ጋግር በደንብ አይቻለሁና ግን አሁን ላይ እኔ ስላልለመድኩበት አልችልም ማለት ነው። እና እንጀራ መጋገርም አልችልበትም። ሌሎቹን በደንብ እሰራለሁ ማለት ነው በቀላሉ አሪፍ ወጥ ሰርቼ ምግብ የምመገብበት ሂደት አለ ማለት ነው። አሪፍ የሆነ የምግብ አይነት መስራት ክህሎት አለኝ። ከእነኚህ ከስራዎች ውጪ ከማልችላቸው ውጪ እና እንግዲህ ያው ምግብ ለማብሰል ቀለል ያለ ሂደትን መጠቀም ይቻላል። ዋናው እንጀራውና ዳቦውን መጋገር ይከብዳልና ሌሎች ሌሎች ስራዎች ለምሳሌ ዶሮም ወጥ መስራትም አልችልበትም። እና ሴሎቹን ነው የምችለው እና እንደ አጠቃላይ ለምሳሌ ዶሮ አሁን ጥገንጣጠላልኝ እና አጋንጣጠሉን አይቻለሁ። ግን አሁን ልሞክር ብልህ ብዙ ነገር እምሳ ሰዓት ነው የሚመስለኝ በተያዘ በደንብ በሚገባ አጥኝ አጥኚ አለ አየሁትምና እንግዲህ በጊዜ ሂደት ይቺንም መልመድ ብዬ ነው የማስበው። እና ትልቅ የሆነ የስራ ሂደት ይኖራልና እንደ አጠቃላይ ትልቅ የተባለ ማሰብ ይችላል። እንዴ የሚለው ጥያቄ እንግዲህ ድጋሚ ስመለስበት ትልቅ ማብሰል ማብሰል ትላለህ የሚለው ጥያቄ? እንግዲህ በደንብ ማየት ይኖርብናል ማለት ነው። ማንኛውንም ምግብ እንግዲህ ለመብሰል ቅድመ ዝግጅት የሚደረግ ነገር አለ ለምሳሌ እቃዎቹን ማቀራረብ እንዲሁ ደግሞ መብለያ መጠጫዎቹን እንዲሁም ደግሞ መስሪያ የሚያስፈልጉትን እቃዎች በሙሉ ማቅረብ ያስፈልጋል። እና እያንዳንዱ ስራው ለመስራት ቢያንስ ቢያንስ እቃዎቹ ጥሩ የሚያውኑ ከሆነ የተወሰነ ስራዎች ይፋጠናሉ ይላጠፋሉ እና ማንኛውንም ምግብ ስንሰራ ደግሞ አንድ መርዳት ያለብን ነገር የሚቸኩል ከሆነ ፈጠን ያሉ ምግቦችን በፍጥነት ሰርተን ሰብተን ቶሎ ደም የምንፈልገው ቦታ መሄድ ይኖርብናል ብዬ አስባለሁና። እንደ አጠቃላይ እንግዲህ ትልቅ የሆነ የአሰራር ሂደትንም ተከትሎ ፈጠን ያለ ምግብ ሰርቶ አሪፍ ያነ ምግብ አብስሎ የሚገባ መመገብ ትልቅ ጥቅም አለው ብዬ አስባለሁና። እንደተረዳሁት እና እንግዲህ የምግብ አበሳሰል ሂደትን በጊዜ ሂደት መማር ይቻላል ብዬ አስባለሁ። እንዲሁም ደግሞ ትላልቅ የሸፍ ባለሙያዎች አሉ እንዲሁ ደግሞ የሴት እህቶቻችን በጣም ጎበዝ ጎበዝ የሆኑ የሸፍ ባለሙያዎች አሉና። በጣም ከአሰራሩም ጋም ተያይዞ ትልቅ የሆነ የምግብ ምግብ አሰራር በጥሩ ሁኔታ የተሰራ ምግብ በጥሩ ሁኔታ ይበላል ወይም ደግሞ ድረስ እያለን እንበላዋለን እና እንመገባለን እና ጥሩ ምግቦችን ለመስራት እሞክራለሁ እና አሪፍ ምግቦችን እንደ አጠቃላይ እሰራለሁ ማለት ነው። እንግዲህ ይሄንን ስመለከት እንግዲህ ትልቅ ይሄው አላየ የአሰራር ክህሎት ሲኖር እንግዲህ በሚገባ ለሰዎች የምንተርፍበት ሂደት አለ። ከእኛ አልፈንና እንደ አጠቃላይ ይሄን ይመስላል ትልቁ የሙያ ችሎታችንን በሚገባ ማዳበር አንዱ ጥቅም ነው ብዬ አስባለሁ። እና እንደማጠቃለል ያህል ማብሰል ለሰው ልጅ በጣም ጥቅም የሚሰጥ ነገር ወይም ደግሞ በጣም ወሳኝ ነገር ነው ብዬ ነው የማስበው። ምክንያቱም ማብሰል እንግዲህ ትልቅ የሆነ የሙያን ጥበብ የሚፈልግ ወይም ደግሞ የሙያን ችሎታ የሚፈልግ ነውና። በተቻለኝ መጠን የአቅሜን ያክል አበስላለሁ ማለት ነው። ይሄን ይመስላል አጠቃላይ

እሺ ጥሩ እንግዲህ የቤት እንስሳ አለህ? የሚል ጥያቄ ነው በሚገባ አለኝ እና ጥሩ የሚባሉ የቤት እንሰሶች አሉኝ ማለት ነው ያው ለምሳሌ ያው ብንመለከት ያው እንስሶቹ ያሉት በሚገባ የገጠርነው ቦታ ላይ ነው የሚገኙት እና እንግዲህ ከ እንስሶችም ደግሞ በሮች ናቸው በሮች እና ፍየሎች አሉኝ የራሴ የቤት እንስባ ማለት ነው እና እነኚህ ትልቅ የሆነ ደስታ ነው የሚሰጡኝ እንስሳ ናቸው እና በጣም ደስ ይለኛል ለምሳሌ በሮች ስንመለከት በደንብ ማብላት ደስ ይለኛል ምግባቸውን በደንብ መስጠት ደስ ይለኛል እንዲሁም ፍየሎቹንም ስመለከት በተለያየ ሁኔታ የሚያድጉ ፍየሎች አሉ ትላልቅ የሚሆኑ ፍየሎች አሉ እነኛንም አሪፍ ቅጠል ያለበት ቦታ ያው ፍየል ቅጠል ነውና የምትመገበውና ይሄኛው ፍየሎች እንግዲህ የቅጠሉን አለበት ቦታ የምነዳበት ሂደት አለ ወይም ደግሞ እዛ የማበላበት ሂደት ነበርና በጊዜ ሂደት ያው እንትን ያልኩት እና እና በሮችም ስንመለከት እንግዲህ ያው ለምሳሌ የተለያዩ ትራክተር መኪኖች የማይገቡ ቦታዎችን ነው በሚገባ የሚታረሰውና በበሬ የሚታረስበትን ቦታ በሚገባ እነኛ በሮች ያርሳሉ እየሄዱና አብሯቸው አንድ ሰው እየሄደ አብሯቸው የሚያርስ ማለት ነው ይሄዳልና ጥሩ በሆነ ሁኔታ ያርስባቸዋል ማለት ነው ከዛ በኋላ ከአረሱ በኋላ ወደ መኖ የሚመጡት መኖ በሚገባ ይበላሉ በሚገባ ተመግበው ውሃቸውን ይጠጣሉ እና ትልቅ ደስ የሚል ባህሪ አላቸው ማለት ነው የከብቶች ባህሪን ስንመለከትና ይህንን ትልቅ የሆነ የእንስሳ የቤት እንሳሳን በደንብ እንመለከታለን እና እንዲሁም ትልቅ የሆነ የ እርባታ ሂደት ይኖራል ማለት ነው እንዲሁም ደግሞ ከትላልቅ እርባታ አይነቶች ውስጥም ከዚህ ጋር ተያይዞ ከብቶች እንግዲህ ስናይ በትላልቅ እርባታ ሊረቡ የሚችሉ ናቸው እንዲሁ ፍየሎቹም በደንብ በርካታ አርግቶ ማርባት የሚቻልበት ሂደት አለ ምክንያቱም አንዷ አንድ እየወለደች አንዷ ሁለት ትወልዳለች እንዲሁም ደግሞ እያሉ እያሉ የሚራቡበት ሂደት አለና ከዛ ጋር ተያይዞ ትልቅ የሆነ የ ቁጥራቸውን መጨመር ባህሪ ያሳያሉ በተለይ ፍየሎች እና እንደውም ደግሞ የሚወልዱበትም ጊዜ ፈጠን ፈጠን እያሉ ነው የሚወልዱት እና ከዚህ ተያይዞ ነው እንግዲህ ትልቅ የሆነ የፍየሎች መኖ ወይም ደግሞ አሪፍ የሆነ ቢበሉት የሚገባ አይነትን በሚገባ ማዘጋጀት በጣም ጥሩ ጥቅም አለው ብዬ አስባለሁ እና እንግዲህ ከዚህ ጋር ተያይዞ በብዙ ነገር መረዳት ወይም ደግሞ ማወቅ እንችላለን እና እንግዲህ የቤት እንስሳ እነኚህ ብቻ አይደሉም ያው እኔ ያሉኝን ያክል ጠቀስኩ እንጂ ለምሳሌ ከብቶች ለምሳሌ ላሞች አሉ እንዲሁ ደግሞ አህዮች አሉ ፈረሶች እንዲሁ ብዙ አሉ እና ያው እኔ ያለኝ እኔ ቤት እንስሳ ያለህን ስለተባልኩ ስላልከኝ ነው ይሄንን የመለስኩትና ጥያቄው ይሄ ስለሆነ ነውና እንግዲህ ይሄን ይመስላል እንግዲህ ቤት እሳሳዎች እንግዲህ ስንመለከት ከሰው ልጅ ጋር በሚገባ ተላምደው በሚገባ የሚኖሩ የቤት እንስሳ ናቸው እንዲሁም ሰውን የማይፈሩ ከሰው ጋር ተግባብተው የሚኖሩ ወይም ደግሞ ከሰዎች ጋር ጥሩ የሆነ የሰላም ሰላም አብረው የሚኖሩበት ሂደት አለና እንስሶች የሆነ ቦታ ይይዛሉ በተለይ በገጠራማ ቦታ ላይ በጣም ትልቅ የሚባል ቦታ ነው የሚይዘው የእርባታ ስርዓት ነው ወይም ደግሞ የአርብቶ አደሮች ስርዓት ነው ማለት ነው ምክንያቱም የሚያበሉት መኖ እንደልብ ስላለ ከዛ ጋር ተይዞ በቀላሉ የምቅርቶች የሚያረቡበት ሂደት አለ ያ የሚያነቡት ደግሞ ትልቅ ገንዘብ የሚሸጥበት ሂደት አለው ለከተማ እያመጡና ከዚህ ጋርም ተያይዞ ነው እንግዲህ የቤት እንስሳ አለ ይሄ ምን ጥያቄ የሚገባ አለኝ ማለት ነው እንደ አጠቃላይ እና ይሄን ይመስላል እንግዲህ በደንብ ስንተነትነው ይመስላል ማለት ነው እንግዲህ እያንዳንዱ የስራ ሂደት ስንመለከተው የማያደክም ነገር የለምና ከዚህ ጋር ተያይዞ እንግዲህ እነኝህ እንስሳቶች በሚገባ ለሰው

እሺ ፍየል አይተህ ታውቃለህ የሚል ጥያቄ ነው? ፍየል እንግዲህ በሚገባ አይቼ አውቃለሁ ከማየትም አለፌ። በልጅነቴ በደንብ ያረባሁበት ጊዜ አለና ያው የተወለድኩትና ያደኩት ገጠር ቦታ ላይ ነው። ለተወሰነ ጊዜ እና እና ፍየል በደንብ በደንብ አውቃለሁ በደንብ ፍየሎችን ሳግድ የነበርኩበት ጊዜ አለ። በልጅነቴ እና እንግዲህ ፍየል ስንመለከት ፍየሎች በጣም ቀልቀላ ቀልቃላ የሚባሉ ናቸው። ወይም ደግሞ ለምሳሌ የሆነ መስክላይ ይዘናቸው ሄደን እንዲ በሉ እዛ ሄደው ምንም አያርፉም። ወዲህ እና ወዲህ መሄድ መሄድ መሄድ ብቻ ነው የሚላቸው እግራቸው እንዳመጣቸው መሄድ ብቻ ነው የሚፈልጉት። እና እንደውም በአፋቸው ቢበሉ እስከማይመስል ድረስ ነው በእግራቸው ዝም ብለው የሚሮጡት። እና ፍየል ሲባል እንግዲህ በጣም ፈጣን ናቸው። ለየትኛውም ነገር ለምሳሌ ፍየልን የሚያጠቃ እንግዲህ የተለያዩ አውሬዎች ይኖራሉ እና እነኛ አውሬዎች እንዳይዟቸው በጣም በሚገርም ሁኔታ የሚሸሹበት ወይም ደግሞ የሚሮጡበት ሂደት አለ። እና እንዲሁ ደግሞ አንዳንድ ጊዜ ከ እኔ በዛ ጊዜ በነበርኩበት ጊዜ ከመንደር ውስጥ የሚኖሩ ፍየሎች አሉ እና እነኛ ፍየሎች እዛ መንደር ውስጥ የሚኖሩ ፍየሎች የተለያየ ማህበረሰብ እንደመኖሩ መጠን የተለያየ የፍየል ዝርያ ይኖራቸዋል። ሰዎቹ እና በአጋጣሚ ሆኖ በጨለማ ያው ይሄ የሚንቀሳቀስ ጅብ የሚባል አውሬ አለና እሱ ደግሞ በጣም ፍየል ይወዳልና ፍየል ለመብላት ይመኛል። ብዙ ጊዜ ወይም ደግሞ ማታ ማታ እየመጣ ለመውሰድ ከጉሮኖ ወይም ደግሞ ፍየሎቹ ከሚያድሩበት ቦታቸው ሊወስድ ይፈልጋል። እና የሆነ ጊዜ ላይ ፍየሎቹን ሙሉ በሙሉ ግሩኖን ጥሶ ያስዎጣቸዋል ፍየሎች ደግሞ በባህሪያቸው በጣም ገራሚ ፍጥረት ናቸው። በባህሪያቸው የሆነ ነገር ሲያዩም ሆነ ሲሰሙ የመደንበር ባህሪ አላቸውና አንዱ ከደ ነበረች እንዳለ ደንብሮ የመውጣት የመሮጥ ባህሪ አላቸው። እና ከዛ እነኛ ፍየሎች ደንብረው ከዛ ከግሮኖ ውስጥ ወጥተው በጨለማ ነው እንግዲህ ያው በምሽት ነው አውሬውም የሚንቀሳቀሰው እና ከዛ ተነስተው እንግዲህ የተለያዩ ፏፏቴ ቦታዎች አሉ የወንዞች የሚወርዱበት የውሃ ቦታዎች አሉ። እና ይህ በጣም አስቸጋሪ ለሰው መውጣትን መውረድን የማይቻልበት ቦታ በጣም ቁልቁለት ያለው ቦታ ፏፏቴ ቦታ አለ እና የተለያየ እንስሳ ራሱ መግባት የማይችልበት ቦታ ነው። እና እነኛ ፍየሎች ሲደነብሩ ቀጥታ ሌሊቱን ልክ ሰው እንደመራቸው ነው የሚመስለው በጣም ድንቅ የተፈጥሮ ጥበብ አላቸው። እንግዲህ ፍየሎች እና እነኛ ፍየሎች ምን ያደርጋሉ? ከዛ ከጎሮኖው በጨለማ አንድ አውሬው እንዳስወጣቸው እያንዳንዱ ፍየል በመሮጥ የእዛ ገደል ላይ ሄደው እዛ ገደል ውስጥ ይገባል ወይም ደግሞ ፍየል ያው በባህሪዋ ገደል ምናምን ቦታ ላይ በሚገባ መንቀሳቀስ መዘዋወር በገደል ላይ መውጣት መውረድ ትችላለች። እና እዛ ገደል ላይ በፍጥነት ሄደው እዛ ቦታ ላይ ያድራሉ። ከዛ ያው ባለቤቱ በቃ አውሬ ጨርሷቸዋል ብሎ ሲያስብ በንጋታው ሲታዩ እነሱ ሄደው ገደሉ ላይ ተሰብስበው ቆመዋል እና አውሬው ደግሞ ያው ገደል ምናምን በጣም ነው የሚፈራው። ልግባም ቢል እንደ ፍየሎቹ እግሩ የመቆንጠጥ ባህሪ የለውም ገደል ይገባልና እነሱ በጣም በሚገርም ጥበብ እዛ ገደል ላይ ሄደው ያደሩበት ሁኔታ አለ። ምንም ፍየል ሳይበላ ነው ደግሞ አውሬው ምንም ፍየል ሳይበላ ማለት ነው። እና ፍየሎች በጣም በጣም ድንቅ ጥበብ አላቸው አንዳንድ ጊዜ እንስሳዎችን ስንመለከት እንዲቀለል አርግተን እናያቸዋለን ግን የተሰጣቸው ጸጋ ስለማይናገሩ ነው እንጂ በጣም ትልቅ ትልቅ ጸጋ ነው። የተሰጣቸው እና ፍየሎቹ አሁን በሚገባ አምልጠው ከዛ ከአውሬ ገደል ላይ ሄደው ማደር ማለት እንግዲህ ሰው ራሱ እንደዚህ ሊያስቡ አይችልም። የሆነ ነገር ሊበላው እያበረረው የሆነ ቦታ ተወሽቆ ለ መሸሽ ወይም ደግሞ ለመደበቅ ነው እንጅየሚሞክረው እንደዚህ አይነት ፕላን አይወስድምና። የሰው ልጅ ራሱ አንዳንዴ ጊዜ እና በጣም የሚገርም ነው። እና ፍየል በሚገባ አይቼ አውቃለሁ እንዲሁ ደግሞ በሚገባ በልጅነቴ ጠብቄ አድጌያለሁ። ያው ገጠር እንደማደጌ መጠን እና ይሄን ይመስላል እንግዲህ የፍየል ሂደት እና እንዲህ ደግሞ ፍየሎች በጣም ደስ የሚሉት ነገር በሚገባ የመወፈር አቅም አላቸው። እና እንዲሁም ጮማ የመሆን ባህሪ አላቸው። እና ይኸን ይመስላል እንግዲህ በ ከብዙ በጥቂቱ

የጫማ ቁጥርህ ስንት ነው የሚል ጥያቄ ተጠይቄያለሁ? እንግዲህ የጫማ ቁጥሬ አርባ ሁለት ቁጥር ነው። አርባ ሁለት ቁጥር አዎ አርባ አንድ ቁጥር ነው። ይቅርታ አርባ አንድ ቁጥር ነው የጫማ ቁጥሬ እና አርባ አንድ ቁጥር ነው። እንግዲህ የጫማ የምገዛው ደግሞ የማደርገው ጫማ ማለት ነው። እንግዲህ በተለያየ ሁኔታ እግር የሚረዝምበትና የሚተልቅበት ሂደት አለ። ለምሳሌ እንደዚህ ሸበጥ የሚባሉ ጫማዎችን እነሱን በማደርግበት ጊዜ በሚገባ የሸበጥ አደራረግ ሂደቴ ትልቅ የሆነ የ እግርን የማተለቅ ባህሪ አላቸው። እግሬ በጣም ትንሽዬ ነበርና ብዙ ጊዜ ሸበጥ ሳደርግ እግሬ በቀላሉ የመለጠጥ ባህሪ ወይም ደግሞ የመርዘም ባህሪን አሳይቷልና እንደ አጠቃላይ እንግዲህ እግሬ ወይም ደግሞ የጫማ ቁጥሬ አርባ አንድ ቁጥር ነው። እና እንግዲህ የተለያዩ ሰዎችን ደግሞ ስንመለከት በጣም ትላልቅ የእግር ቁጥር ያላቸው ሰዎች አሉ አርባ ሶስት አርባ አራት አለ ማለት ነው። እንዲሁ ደግሞ ትልቅ ሰው ሆነው በትንሹ ሰላሳ ስድስት ሰላሳ ሰባት እስከ የሚያደርጉ ሰዎች አሉና በጣም የሚገርም ነው የሰው ልጅ ተፈጥሮ ማለት ነው። እና በጫማ እንግዲህ አሁን ላይ ያው ከኑሮ ውድነቱ ጋርም ተያይዞ አሪፍ የሚባሉ ጫማዎች በጣም ውድ የሆኑበት ሁኔታ አለና። ከዚህ ጋርም ተያይዞ እንግዲህ ያው ብዙ ጊዜ ሰዎች ጫማ የመግዛት አቅማቸው ቢኖራቸውም ያን ያህል ለመግዛት ፍላጎት የላቸውም። እና እንግዲህ ያው የጫማ ቁጥራቸው አንዳንድ ሰዎች ደግሞ አጥተው በጣም የሚቸገሩበትን ሁኔታም ተመልክቻለሁ። እንግዲህ ከጫማ ጋር ስንመለከት እንግዲህ አንዳንድ ጊዜ በቤተሰብ ሂደትም ይመጣል በቤተሰብ ሂደትም ማለት ለምሳሌ የእግራቸው መጠን መካከለኛ ከሆነ የልጆችም በተወሰነ መንገድ መካከለኛ የሚሆንበት ሂደት አለ ረዣዥም ከሆነ ረዣዥም የሚሆንበት ሂደት አለ። እና እንደውም በቤተሰብ ራሱ የሚወጣ ይመስለኛል እኔ ሳይ ሳይ እና ስረዳ እና አንዳንድ ትላልቅ ሰዎችን ስንመለከት በጣም ረዣዥም እግር ያላቸው አሉ እንዲሁም ደግሞ ረዣዥም ጫማ የሚያስፈልገው አያለሁ። እና እንዲሁም ደግሞ በጣም ትልቅ ሰው ሆነው አጫጭርዬ ጫማ የሚያስፈልጋቸው ወይም ደግሞ ትንሽዬ ቁጥር የሆኑ ሰዎች አሉ። እና ይሄ እንግዲህ አንዱ የተፈጥሮ ጉዳይ ነውና እንግዲህ ጫማችንን ስንገዛ ወይም ደግሞ ጫማችንን ስናደርግ በሚገባ እንግዲህ የተሻለውን ለእግራችን የሚመጥነውን እግራችን የማይዘውን አሪፍ የሆነውን የጫማ ሂደት መጠቀም ይኖርብናል ማለት ነው። እና ይሄንን ካደረግን እንግዲህ ጥሩ የሆነ የጫማ አደራረገ ወይንም ደግሞ የጫማ አለባበስ ክህሎት ማዳበር እንችላለን ማለት ነው እና ጥሩ ጫማዎችንም አይቶ መግዛት አንድ ብልህነት ነው ማለት ነው። ምክንያቱም የተለያዩ ፎርጂድ የማይረቡ ጫማዎች ይኖራሉ እንዲሁም ደግሞ ምርጥ የሚባሉ አሪፍ የሆኑ ጫማዎች አሉና እነኚህንም ተረድቶ መግዛትም ሆነ ለጥቅም ማዋል ትልቅ ነገር ነው ብዬ ነው የማስበው። እና ከዚህ ጋር ተያይዞ ትልቅ የጫማ ቁጥሮችን የሚያደርጉ ሰዎች በተለያየ መንገድ እግራቸው የሚተልቅበትም ሂደት አለ እንዲሁ ደግሞ የሚያንስበት ሂደት አለ። እንግዲህ የሚያደርጉትንም ጫማ በሚገባ መርጦ ቢያንስ በተወሰነ ጊዜ የመቆየት እንዲችል ማድረግ የሆነ ጥበባዊ ስልት ነው ብዬ ነው የማስበው እና ይሄንን ማድረግ ግን እንግዲህ ጥሩ ነው ማለት ይቻላል። እንደ አጠቃላይ ስንመለከተውና እንግዲህ የጫማ ቁጥር ሰላሳ ሰላሳ ስድስትም ይኖራሉ እና እንዲሁም ከዛ በላይም የሚሆኑ ሰዎች አሉ። የህፃናቶችን ደግሞ ስንመለከት ከትንሿ ጀምሮ ከአስራ ቤት ጀምሮ እስከ ሃያ እስከ ሃያ አምስት ሃያ ስምንት የተለያዩ ቁጥር አይነቶች አሉ። እና እንደ አጠቃላይ እንግዲህ የጫማ ቁጥሬ አርባ አንድ ቁጥር ነው ማለት ነው። የኔ ይሄን ይመስላል እንግዲህ ስለ ጫማ ስንመለከት አጠቃላይ ይሄን ይመስላል ማለት ነው። እንግዲህ

የቪዲዮ ጥሪ ታደርጋለህ? የሚሉ ጥያቄ ተነስቶልኛል እንግዲህ የቪዲዮ ጥሪ በሚገባ እጠቀማለሁ ወይም ደግሞ አሪፍ ሁኔታ እጠቀማለሁ እንግዲህ ይሄ ቪዲዮ ጥሪ የማሥርበትም ደስ የሚለኝ የተለያዩ ሙዚቃዎችንም ሆነ የተለያዩ ቪዲዮዎችን መስማት ደስ ስለሚለኝ እንዲሁ ደግሞ በተለያየ ጊዜ ብሰማው ብሰማው የማልጠግበውን የሙዚቃ አይነት እጠቀማለሁና እንግዲህ አርግቼ የቪዲዮ ጥሪ በደንብ አስራለሁ ወይም ደግሞ በሚገባ አደርጋለሁ ማለት ነው ስልኬ ላይ እና እንግዲህ አንዳንድ የቪዲዮ ሙዚቃዎች ወይም ደግሞ አንዳንድ የቪዲዮ ጥሪዎች እንግዲህ ስንመለከት በጣም በብዙ መንገድ አሪፍ የሚባሉ የሙዚቃ አይነቶች ይሄን ደግሞ የሙዚቃ ሂደቶችን የምንሰማበትና የምናጠነጥንበት ሂደት ነውና ትልቅ የሆነ የሙዚቃ ሂደት ያለበትን የተለያዩ የሙዚቀኛ ባለሙያዎች ወይም ደግሞ አርቲስቶችን ማዳመጥ ወይም ደግሞ ደስ የሚሉ የክልል ለምሳሌ ክላሲካል ሊሆን ይችላል ክላሲካል እንግዲህ ከተፈጥሮ ጋር በጣም የሚያገናኘን ነውና እንዲሁ ደግሞ መንፈሳችን ረጋ ብሎ እንድናስብ የሚያደርገን ነውና እንግዲህ የቪዲዮ ጥሪ አደርጋለሁ እንዲሁ ደግሞ በጣም ደግሞ ማድረግ የምፈልገው ወይም ደግሞ ደስ የሚለኝ ከቪዲዮ ከተለያዩ የሚታዩ ነገሮች በላይ የክላሲካል ቪዲዮ ማድረግ በጣም ደስ ይለኛል እና ያንን ሳረግ ምንድነው በሰማሁት ቁጥር ደስ ይለኛል ወይም ደግሞ ተፈጥሮን ያስታውሰኛል ማለት ነው እና ይህንን በሚገባ ታሳቢ በማድረግ ነው እንግዲህ የቪዲዮ ጥሪን የማደርገው ማለት ነው እንዲሁ ደግሞ የተለያዩ ክላሲካሎች ሲኖሩ ደስ የሚል የክላሲካል ሙዚቃን ወይም ደግሞ የክላሲካል ድምጽን እየሰማሁ ማንኛውም ነገር ስራ በጣም ደስ ይለኛል በጣም ውስጤን ያስደስተዋል ማለት ነው ለአንድ አጠቃላይ ትልቅ የሆነ የሙዚቃ ኢንዱስትሪው ላይ የተሰማሩ ሰዎች በተለያየ መንገድ ሙዚቃ ሲለቁ የተሻሉ ሙዚቃ የሚባሉትን ወይም ደግሞ የተሻለ ቪዲዮ የጥሪ ቪዲዮ የሚባሉትን በሚገባ ስልኬ ላይ አስራለሁና ጥሩ በሆነ ሁኔታ ደግሞ እንደዚህ እያስተካከልኩበት ቀጣይ ጊዜያት በደንብ ሙያዊ ስንጸራ ይችላል እንደሚል እንደሚታሰበው ወይም ደግሞ በቪዲዮ ለምሳሌ አንዳንድ ልንረሳቸው የምንችላቸውን የሙያ ስራዎች ሲነገሩ ስሰማ በቪዲዮ በቀላሉ እሱንም አምጥቼ ስልኬ ላይ ቪዲዮ ጥሪ አደርገዋለሁ ምክንያቱም ብዬ በሰው በደውለው ቁጥር ያ ነገር ትዝ እንዲለኝ የማደርግበት ሂደት አለ እና እና በብዙ መንገድ የቪዲዮ ጥሪዎችን አስራለሁ ማለት ነው እንዲሁ ደግሞ ከቪዲዮ ጥሪ ውጪ የተለያዩ የድምጽ ብቻውን የማደርግበት ሂደት አለ ማለት ነው እንዲሁም ደግሞ የስልኩ የራሱ ቀፎ የስልኩ ያለውን ይሄ ጥሪ ደስ የሚለኝ የተመቸኝን ካለ በተለይ ወደ ክላሲካል የሚጠጋ ነገር ካለ በሚገባ እሱን ተግባራዊ አርግቼ ወይም ደግሞ እዛ ስራ ላይ ወይም ደግሞ እዛ የቪዲዮ ሙዚቃ ላይ ወይም ደግሞ የድምፁ ሙዚቃ ላይ የምቀይርበት የማደርግበት ነገር አለ እና ከዚህ ጋር ተያይዞ ምንድነው ያው ጥሩ የሚባል የሙዚቃን አይነት ወይም ደግሞ ጥሩ የሚባል የ የሙዚቃንም እውነት የ ከሙዚቃው ሲቀጥል ትልቅ የሆነው የ ድምፁ እና የክላሲካሉ ጥሪ የማደርግበት ሂደት አለና እንግዲህ ያው ደስ የሚል ስሜት ይሰጣል ማለት ነው እና እንደ አጠቃላይ በሚገባ ይሸጣሉ ማለት ነው እንደ አጠቃላይ የሙያው ወይም ደግሞ የቪዲዮ ጥሪ ማሳመሪያ በተለያየ ቦታ ማግኘት ይቻላል እና እንዲሁ ደግሞ በኢንተርኔት በቀላሉ የትም ሳንሄድ ማግኘት ይቻላል እና በሚገባ ይህንን መመልከትና ማወቅ መረዳት ይኖርብናል ብዬ አስባለሁ እና እንግዲህ በብዙ መንገድ እንዳልኩት እጠቀማለሁ ማለት ነው የቪዲዮ ጥሪ በሚገባ አደርጋለሁ ማለት ነው ይሄን ይመስላል አጠቃላይ

ቤትህን እንዴት ታስውባለህ ለማለት ይመስለኛል ታሳዋለህ ይላል እንግዲህ ያው ቤቴን እንዴት ታስውባለህ የሚለው በሚገባ። ጥሩ በሚባል ሁኔታ። የተለያዩ ለቤቴ የሚሆኑ ጥሩ የሆኑ እቃዎችን በሚገባ እገዛለሁ። እንዲሁም ደግሞ ለአይኔ ሊታይ የሚችሉ ጸዳዴ የሆኑ የ እቃ አይነቶችን በሚገባ እገዛለሁ። እና እንዲሁ ደግሞ የእቃዎቹን የምደረደርበትን ቢፊ የሚባለውን ነገር በቀላሉ እሱን አመቻች እና ከዛ በኋላ የማሳምርበትን ሂደት። የተለያየ ለምሳሌ ቤቱ ቀለሙ በስነ ስርዓት ካልተቀባ እሱንም በሚገባ በድምቀት እንዲቀባ የማድረግ ሂደት አለ። እንዲሁም ደግሞ እንግዲህ ብዙ ሊስተካከሉ የሚችሉ ነገሮች አሉ ለምሳሌ ኮርኒስ ከሌለው ኮርኒሱን ነው በሚገባ ማስገባት ይኖራል። እንዲሁም ደግሞ መቀመጫ ከሌለው ለምሳሌ የሶፋ ሊሆን ይችላል ወይም ደግሞ በአቅም ልክ የሚሰራ ስራ ይኖራል እና እንግዲህ ትልቅ የሆነ የ አሰራር ክህሎት መኖር አለበት ማለት ነው። እንደ አጠቃላይ። እንግዲህ በሚገባ የተሰራው ስራ ወይም ደግሞ የቤት ቤት እንዴት ታስውባለህ የሚለው በሚገባ እንግዲህ ዋና ዋና የሚባሉ ነገሮችን ሲገባ የተሻለ ለውጥ ያሳያል ማለት ነው። ከዚህም መቀጠል እንግዲህ የመቀመጫ አይነቶች የሚገቡበት ሂደት ይኖራል። እንዲሁ ደግሞ ጥሩ የሚባሉ የተለያዩ የቴብል ወይም ደግሞ የተለያዩ የሚቀመጡ የሁለት እግር ወይም ደግሞ አሪፍ የሆኑ የሚያማምሩ የ አበባ ማስቀመጫ ሊሆን ይችላል። እንዲሁም ደግሞ ምግብ የሚቀርብባቸው የተለያዩ ወንበሮች ይኖራሉ። እና እነኛ እነኛን እስኪያውበት እንግዲህ አሪፍ ይሆናል። ከዛም በመቀጠል እንግዲህ ያው የከሰር ምንጣፉንም በሚገባ የምናስተካክልበት ሂደት አለ። ያው ቤቱ በሚገባ ደስ የሚል ሊሾህ ስለሆነ እሱን በሚገባ የሚስተካከልበትን መንገድ በሚገባ ተፈልጎ ወይም ደግሞ በባለሙያ ተስተካክሎ የሚያምር ማድረግ የሚቻልበት ሂደት አለ። እና እንግዲህ ቤትን ማስተካከል እንዲህ ቀላል ነገር የሚባል ነገር አይደለም ብዬ ነው የማስበው። እኔ ምክንያቱም የተለያዩ ለቤቱ ለማስዋቢያ ለቤቱ ጌጣጌጦች ለቤቱ ጥሩ የሚባሉ ነገሮችን በሚገባ ያስፈልጋል እና ለቤት ትልቅ የሆነ ነገር ያስፈልጋል። የቤት እቃን አጠቃላይ ለማሟላት እና ከዚህ ጋር ተያይዞ ትልቅ የሆነ የሚሰራ ስራን ደግሞ ሊሰሩ የሚችሉ ነገሮችን በጥሩ ሁኔታ መስራት ትልቅ የሆነ ዋጋን የሚከፍል ነው። ብዬ አስባለሁ። ወይም ደግሞ የተሻለ የመስራት ክህሎት ካለ ጥሩ የሆነ የኃላፊነት ስሜት እንዲኖር ወይም ደግሞ ጥሩ የሚባል የአስተሳሰብ ክህሎት እንዲኖር ማድረግ ይቻላል። እና ከዚያ ተያይዞ እንግዲህ ትላልቅ የሚባለው ስራዎችን መስራት እንግዲህ ያስፈልጋል ለቤት ማለት ነው። እንግዲህ ቤት ለምሳሌ አንድ ሰው ለመስራት ቢፈልግ ወይም ደግሞ ያንን ቤት አቅዶ ለመስራት ካሰበ በጣም ጥሩ ሀሳብ ሆኖ ሳለ እንግዲህ የሚያስፈልገው እዛ ለቤት የተለያዩ ወጪ የምናወጣቸው ወጪዎች አሉ እና እነኚህንም ታሳቢ አርግቶ በሚገባ መስራት የግድ ይላል ብዬ አስባለሁ። እና እንግዲህ በቀላሉ በትንሽ ብር ሊሰራ አይችልም። እና በጣም አሪሽ ብር ዳጎስ ያለ በ ገንዘብ ያስፈልገዋል እና እንዲሁም ለተለያየ ወጪ ልናወጣ ስለምንችል ለብቻ ተቀማጭ ራሱ ቢኖር መልካም ነው። ብዬ አስባለሁ። እንደ አጠቃላይ እንግዲህ ቤት በሚገባ ማስዋብ ይሄን ብቻ ነው። እንግዲህ ጥሩ በሆኑ የተለያዩ ቀለማ ቀለሞች ይቀቡ ቤቱ ለምሳሌ ግርግዳው ጥሩ የሆነ ቀለም ሲቀባ እንዲሁም የተለያዩ ግዶሾች ሲኖሩት እንዲሁም ደግሞ ደሳሲ የሚሉ እላዩ ላይ የሚደረጉ የተለያዩ የአበባ ማቀመጫዎች ሲኖሩ እና ብዙ ነገር ሲኖር በሚገባ የሚያምብበት ህደት ይኖራል። እና አጠቃላይ ደስ የሚለው እንግዲህ ጥሩ የሚባል የቤት ማሟላት ሂደት ሲኖር የቤቱ የሚገባ የሚያምርበት እና የሚጸዳበት ሂደት አለ። እና አጠቃላይ ይሄን ይመስላል ማለት ነው። እንግዲህ

ምን አይነት ቦርሳ ትጠቀማለህ? የሚል ጥያቄ ነው እንግዲህ አሪፍ ጥያቄ ነው ያው ቦርሳ እንግዲህ የተለያየ ቦርሳዎች አሉ ማለት ነው እንግዲህ ስንመረቅ የህፃናቶች አሉ እንዲሁ ደግሞ የወጣቶች አሉ እንዲሁ ደግሞ የአዛውንቶች ቦርሳ አለና በየእድሜ ክልሉ የተለያዩ ናቸው ማለት ነው እንግዲህ የህፃናቶች ስናይ አነስ ያሉ ቅልብጭ ያሉ ትንሽዬ ናቸውና እንደዛው ደግሞ የጉልማሳ ስናይ ትንሽ ሳይዙ ከፍ ያለ ነው እንዲሁም ደግሞ የትላልቅ ሰዎችን ስናይ ደግሞ ከዛም በለጥ ያለ ሻንጣ የሚይዙበት ሂደት ይኖራል ወይም ደግሞ ቦርሳ የሚይዙበት ሁኔታ ይኖራል እና ትልቅ የሆነ የ ልብስ መያዣ ሊሆን ይችላል እንዲሁም ደግሞ ከዛም አልፎ ከቦታው ከሀገር ሀገር እንደሳቀሱ ተለቅ ያለ በርካታ ልብስ እንዲዘላቸው ማለት ነው ጥሩ ልብስ የሚይዙበትን ቦርሳም ያመቻቻሉ ማለት ነው እንዲሁ ደግሞ ትልቅ የሆነ የ ስራ ሂደት የሚያከናውኑበትን የተለያዩ ሊያስፈልጓቸውን ነገሮች በሚገባ ይይዛሉ ማለት ነው እና እንግዲህ ያው የምጠቀመው ቦርሳ አሪፍ የሆነች ቦርሳ መካከለኛ ቦርሳ የምትባለዋን ቀለል ያለችዋን ነው የምጠቀመው እና እሷን እንግዲህ በሚገባ እጠቀማለሁ ማለት ነው ምክንያቱም ትልቅ የሆነ የእንቅስቃሴ ለማድረግም ሆነ የተለያዩ ስራዎችን ለመስራት ትልቅ የሆነ የሀላፊነት ስሜት ስለሚኖር እንዲሁ ደግሞ ወደዛ ስራ ቦታ ስሄድ የተለያየ ነገር ከቤት ይዤ ልሄድ የምችለው ነገር ሊኖሩ ይችላሉ እና እነሱን መያዣም ከዛም ሻል ያለ የምይዝበት ሂደት ይኖራል እና የተለያየ የተለያዩ ቦርሳዎችን እይዛለሁ ማለት ነው እንግዲህ ቦርሳ ስንይዝ ብዙ ነገር ይጠቅመናል ማለት ነው የምንፈልገው ነገር አንዴ ሰብስቦ አንድ ቦታ ይይዝልናል እና ቅልብግጭ ያለ አያይዝ ደግሞ መያዝ እንችላለን ማለት ነው እንግዲህ ቦርሳን ስናይ በብዙ መንገድ ይጠቅመናል ለምሳሌ አሁን የተለያየ ነገር በእጃችን ወይም ደግሞ በኪሳችን የሆነ ነገር ከምንይዝ ይልቅ ቁልፍ ባለው ቦርሳ የሚገባ ቁልፉን ከዘበብን ምንም አይነት ነገር አይጠፋብንም ማለት ነው እንዲሁ ደግሞ የተለያዩ የምንጽፋቸው ነገሮች ሊኖሩ ይችላሉ ወይም ደግሞ መጽሐፎችን ልንይዝበት እንችላለን ለማንበብ እዛም መስሪያ ቤቱ ቦታ ላይ ደግሞ አንዳንዴ አስቸጋሪ በሚሆንበት ጊዜ ምሳም ቋጥሬ የምይዝበት ሂደት ይኖራል አንዳንዴ ውጪ መብላት ከደበረን ማለት ነው ራሳችን ሠርርተን ጥሩ በሚባል ሁኔታ መብላት እንችላለን ማለት ነው እንግዲህ በብዙ መንገድ ይህንን መመልከት እንችላለን ማለት ነው እና ጥሩ የሆነ ምግብ መመገብ እንችላለን ወይንም ደግሞ እንመገባለን ማለት ነው አጠቃላይ ይሄን እንግዲህ ስናይ በተለያየ ሁኔታ በስራ ጫና ሊሆን ይችላል ወደ ቤት ላለመመለስ ወይም ደግሞ ከመንገዱም ርቀትም አንፃር የምንሄድበት የስራ ቦታ ከርቀቱም አንፃር የተለያየ የምግብ አይነት ልንይዝ እንችላለን ምሳችንን የምንበላውን እና ወይም የምንመገበውን ስለዚህ አሪፍ አርግተን ያንን መያዝ ይኖርብናል ማለት ነው አጠቃላይ ስንመለከተው እና እያንዳንዱን ነገር በአንድ ቦታ ሰብሰብ አርግቶ በሚገባ ከተን መያዝ እንችላለንና ደስ የሚለው ነገርየው በሚገባ የምፈልገውን ነገር እያንዳንዱን ፋይል የምንይዝበት እያንዳንዱን የስራ ዶክመንቶች የምንይዝበት ነው እና በጣም ደስ ይላል ማለት ነው እንግዲህ ቦርሳ እንግዲህ ቦርሳዎች ያው የተለያየ አይነት ሳይዝ እና የተለያየ አይነት ከለር ይኖራቸዋል እና ደስ የሚለኝን ያው ጥቁር ያለጠ ወይም ደግሞ ጠቆር ያለ ቡናማ ከለር ያለው ቦርሳን መያዝ ነው ደስ የሚለኝ እንግዲህ ያው ይሄንን የምወደው በተፈጥሮዬ ጠቆር ያለ ነገር ደስ ይለኛል እና ለዛ ነው እንግዲህ ጠቆር ያለ ቦርሳ ያልኩበትም ምክንያት እና አጠቃላይ እንግዲህ ቦርሳ ብዙ አይነት ጥቅሞች አሉት ማለት ነው እና እንዲሁ ደግሞ የኪስ ዋሌት የምናደርገው ቦርሳ ይኖራል አነስ ያለች የተለያዩ ፎቶ የምንይዝባት የተለያዩ መታወቂያ ሊሆን ይችላል የአይዲ ካርድ ሊሆን ይችላል እና የተለያዩ ነገር

እድለኛ ነገር አለ የሚል ጥያቄ ተጠይቄያለሁ እንግዲህ አዎ እድለኛ በጣም እድለኛ ነኝ በጣም ደስ ይለኛል። የተለያዩ ኪሳራዎች ቢያጋጥሙኝም በጣም ፈጣሪ ይጠብቀኛል ወይም ደግሞ የፈጠረኝ አምላክ በደንብ ይጠብቀኛል እና በጣም እድል አለኝ። በሚገባና ትልቅ የስራ ሂደት አከናውናለሁ እኔ በተፈጥሮዬ በትንሹ መስራት ደስ አይለኝም። ማንኛውንም ነገር ሲጀመር በሰፊው መጀመር ደስ ይለኛል እና በሰፊው እሰራ አሪፍ። ገቢ የሚገጣጠምበት ጊዜ ይኖራልና ከዚያ እያተያይዞ አሪፍ ገቢ የማገኝበት ሂደት ይኖራል። እና ይሄንን በማድረግ የተወሰነ ጊዜ ላይ ገጠር በነበርኩበት ጊዜ ላይ በሰፊው ማምረት ተፈልጌ በሚገባ መሬት አልሰልሼ አዝመራ የዘመርኩበት ጊዜ የተለያዩ አታክልቶችን የተከልኩበት ጊዜ ነበር። እና ያ ጊዜ ላይ በሚገባ አዝመራው ለምቶ ነበር እና የገበያ ሁኔታ ትንሽ አስቸጋሪ የሆነ ይሄ ያ ለምሳሌ ሽንኩርት ነበረ። አንደኛው የዘራሁት አትክልትና ያ ሽንኩርት በደነብየሚደርስበት ሰዓት በጣም ገበያ ወረደ በጣም ከተወጣው ወጪ ጋር ፈጽሞ የማይገናኝ ሆነና። በጣም ወደ ኪሳራ ከተተኝና ያ ደግሞ እኔ እድል ያለኝ እድል አለኝ ያልኩበት ምክንያት ለማስረዳት ያለው እና ከዚህ ጋርም ተያይዞ ያን ያደረኩበትን ሂደት በጊዜ ሂደት ያው እንትኑን ያንን ሽኩርት በሚገባ አስቆርጨ ያው ያለሁበት እንደ ክፍለ ሀገር እንደመሆኑ መጠን እችላለሁ ወደ አለበት ገበያ በፍጥነት ይዤ የወጣሁበት ሂደት አለ። እና ወይ ደግሞ ለመሸጥ ያመቻቸውበት ሂደት አለ። እንደ አጠቃላይ ይሄን ያደረኩበት እንግዲህ ትልቁ እዛው ብሸጠው ምንም አይነት ትርፍ አላገኘም እና በፍጥነት ወደ ሌላ እጄ እጄ ጥሩ የሚባል ገቢን አግኝቼበታለሁ ማለት ነው። ገበያው በደሙ ሳይሞት የደረስኩበት ሲደጣልና ወይም ደግሞ ገበያው በደንብ ሳይቀንስ የልፋቴን ዋጋ ያገኘሁበት ሂደት አለና። አንዳንዴ የተለያዩ ኪሳራዎች ያጋጥማሉ እና እነኛ ኪሳራዎች ያጋጥሙን የተሻለ ነገር ታስቦልን መሆኑን በደንብ እዚህ ጋር መረዳት ይኖርብናል ብዬ አስባለሁና እና እድለኛ ነኝ። ያልኩት አለምክንያት አይደለም እና በደንብ እድለኛ ነኝ ማለት ነው። የከሰርኩበትም ጊዜ አለ በሚገባ የከስተርኩበት በጣም በርካታ የከስተርኩበት ጊዜ ነበር እና በተዘዋዋሪ ደግሞ በሌላ በኩል ያገኘሁበት ሂደት አለ ማለት ነው። እና ደስ የሚለው ነገር አንድ ነገር ሳይሳካ ሲቀር የተሻለ ነገር ተቀምጦልን ነው ብለን ማሰብ መቻል አለብን ማለት ነው። የሰው ልጅ ስንባል ያው ያሰብነው ነገር ለምን አልሆነም ብለን ነው እምቧ ክረዩ የምንለው እና ይሄንን የሚገባ ከግምት ውስጥ ማስገባት ትልቅ ነገር ነው። ብዬ አስባለሁ እኔ በራሴ ያየሁትን ነገር ነው እና እየተናገርኩ ያለሁት ማለት ነው። እና እንደ አጠቃላይ እንግዲህ በሚገባ እድለኛ ነኝ ብዬ አስባለሁ። ኪሳራ ቢኖርብኝም ከኪሳራው በኋላ ደግሞ የተሻለ አሪፍ የሚባል ትርፍ ያገኘሁበት ያን ያህል ሳለፋ ኪሳራውን የከሰርኩበትን በጣም ለፍቼበት ነበርና። ከዛ በኋላ ደግሞ መጠነኛ ድካም ደክሜ በሚገባ ያገኘውበት ሂደት አለና ጥሩ የሆነ ምርት ያገኘውበት ሁኔታ አለና ደስ የሚለው እንግዲህ ያው ላይ አስችል አይሰጥም ይባላል እና ኪሳራ ሲኖርም በሚገባ መረዳት መረዳትና መቀበል ይኖርብናል ማለት ነው። እንደ አጠቃላይ እንግዲህ ያው አንዳንዴ ሎተሪ ነች ይባላል እና ሎተሪ ራሱ የሚደርሰው ከስንት ሚሊየን ሰው አንድ ሰው ነውና ያ ሰው እንግዲህ ህይወቱን የመቀየር እና ያለመቀየር የእሱ ጉዳይ ነውና እንግዲህ እድል ለማንኛውም ሰው የሚሰጥ ነው ማለት ነው። ግዴታ በሎተሪ ብቻ ሳይሆን በተለያየ የህይወት ውጣ ውረድ የፈጠረው አምላክ የሚክስበት መንገድ አለና ያው ጎበዝ የሆነ ሰው ምንም ሆነ ምንም ወድቆ አይወድቅም ማለት ነው ምክንያቱም በአንዱ ጋር ቢወድቅ በአንዱ ጋር የታገለ ከሆነ አሪፍ ውጤት ያገኛልና። ትልቅ ደስ የሚል ሂደትን ያስተናግዳል ማለት ነው። እንደ አጠቃላይ እና ጥሩ የሆነ ገቢን ይፈጥራል ማለት ነው። ጥሩ የሆነ ገቢ የፈጠረ ሰው ደግሞ በሚገባ ትልቅ ደረጃ ላይ መድረስ ይችላል ማለት ነው። እንደ አጠቃላይ ይሄን ይመስላል ግን

እህል መፍጨት ታውቃለህ? የሚል ጥያቄ ነው እንግዲህ ያው በተለያየ ወፍጮ የሚፈጭ አለም ደግሞ በኤሌክትሪክ ሀይል ይፈጫልና እንግዲህ ያው እህል ፈጭቼ አላውቅም ማለት ነው። ምናልባት ገጠር በነበርኩበት በልጅነት እድሜ ከእናቴ ጋር ሄጄ የፈጨሁበት ጊዜ አለህ እና ያን ጊዜ አስታውሳለሁና ያው እልህ ሲፈጭ እንግዲህ የተለያየ እኛ ባለንበት ማህበረሰብ ወይም ደግሞ በእኛ ባለንበት ቦታ ላይ የሚፈጭ እህል ሲፈጭ እንግዲህ በጣም ዱቄቱ በጣም ሰዎችን የሚረብሽ ነው ደግሞ ሰዎች በጣም ቡላ ሆነው የለበሱት ልብስ ራሱ በደንብ አይታይም ነጭ አስመስሏቸው ዱቄ እላያቸው ላይ በኖ በኖ እና እንደዛ ሆኖ ነው የሚያስበጩት እና እናቶቼን ስመለከት ማለት ነው በዛን ጊዜ በሄድኩበት ጊዜ እና እንግዲህ እንግዲህ ኤሌክትሪክ ፓወር መኖሩ በጣም ትልቅ የሆነ ጥቅም እንዳለውም ተመልክቻለሁ አቧራ እላያቸው ላይ ቢቦንም በድሮ ጊዜ ያው በተለያየ ድንጋይ ነው የሚፈጩት ማለት ነው። ወፍጮ የሚባል የድንጋይ ወፍጮ አለ እና እዛ ነበር አሁን ደግሞ ቀለል ብሎ አንድ ኩንትል፣ ሁለት ኩንትል መቶ ሁለት መቶ ኪሎን ወዲያው የሚፈጭበት ሂደት አለና አንዱ የቴክኖሎጂ ሂደትን በጣም አድርቄዋለሁ ወደፊትም የተሻለ ነገር ይኖራል ብዬ አስባለሁና እና ከዚህ ጋር ተያይዞ እንግዲህ የሚፈጩ ዱቄቶች እንግዲህ እንዳልኩት ወዲያው ቡኑ የሚያደርጋቸው ሂደት አለ ለምሳሌ ጤፍ በሚገባ ይፈጫል ስንዴዉንም እንደዛው በሚገባ ይፈጫል ለዳቦ ጤፉን ደግሞ ለእንጀራ ይፈጨዋል ገብሱን ደግሞ ለጠላ ይፈጭዋል እንዲሁም ደግሞ አጃውን ለ ለአጃውን ደግሞ ለአጥሚት ደግሞ ለሙቅ የምንለው ነገር ይፈጨዋል እና እንዲሁ ደግሞ ሾርባን ስንመለከት ገብስ ጋር ተያይዞ ገብስ እንግዲህ ለብዙ ጥቅም ማዋል ይችላል። እያንዳንዱ ለብዙ ነገር ጥቅም ማዋል ይችላል እና ገብሱ እንግዲህ ሾርባን የሚሰራበትም በሱ ነው የሚከካው እና በመብራት በኤሌክትሪክ ሀይል ወይም ደግሞ በወፍጮው ነውና እያንዳንዱ የምንበላው ምግብ እንግዲህ ከአታክልት ከዚህ ውጪ ያሉት ጥራጥሬዎቹ ሊፈጩ የሚችሉት በሚገባ በኤሌክትሪክ ሀይል የሚሰራው ባቡር ወይም ደግሞ የወፍጮ የምንለው በሱ ተፈጭቶ ነው በሚገባ እንግዲህ ለሰዎች የሚቀርበው ማለት ነው፣ እና አንድ አጠቃላይ ስናይ ሚዲያ ባቡር ወይም ደግሞ የወፍጮ ቦታ ስንሄድ በሚገባ የ ብናኝ የድቄት ብናኝ ሙሉ በሙሉ ሙት አርግቶን ነው ፊታችን እንኳን አይታይም እንዳለ ዱቄትም ራሱን ዱቄት መስለን ነው የምንወጣው ማለት ነው ከዛ ከወፍጮ ቤት ውስጥ እና ይሄ አንዱ ግርም የሚለኝ ነገር ነው፣ እና እንግዲህ እናቶች ከዛ የተመለከትኩት ከዛ ከቤት ሲወጡ ወይም ደግሞ ፈጭተው ሲጨርሱ ከወጡ በኋላ ፊታቸውን እያንዳንዱ ፊታቸውን ምናምን ልብሳቸውን በደንብ ያራግፋሉ ማለት ነው፣ እጃቸውን ይታጠባሉ ማለት ነው፣ እና ፊታቸውን ይታጠባሉ። እንዲሁ የነካቸውን ቦታ በደንብ ያራግፉታል ያው እሱ የተወሰነ መንገድ ቢለቅም በሚገባ አይለቅም እና በብዙ መንገድ እንግዲህ ወፍጮን ማየት እንችላለን ያው በሚገባ አብስለን የምንበላው እንግዲህ ያው በወፍጮ የተፈጨን ምግብ ነውና ወፍጮ በጣም ትልቅ የሆነ ጥቅም እና በጣም አሪፍ የሆነ የሰዎችን ችግር በቀላሉ ያቀለለ ነው ብዬ አምናለሁ፣ እና እንዲሁም ደግሞ የሚፈጨው ራሱ በተለያየ ቦታ ላይ የሚፈጭበት ሂደት አለ ማለት ነው፣ ለምሳሌ ስንዴ በአንድ ፊት ይፈጫል ጤፍም በአንድ ፊት እየየራሱ መፍጫ ቦታ አለው ማለት ነው። አጠቃላይ ስለዚህ እያንዳንዱም በየቦታው ይፈጫል ለምሳሌ ቦቆሎ አሁን በሚገባ የመፍጨት አቅም አለው እንትኑ ማሽን ወይም ደግሞ ኤሌክትሪክ ሀይሉ ወፍጮ ማለት ነው ማንኛውም ነገር የመፍጨት አቅም አለው ጥራጥሬ እህሎችን እና ይሄንን በሚገባ ያደርጋል ማለት ነው እንደ አጠቃላይ ስንመለከተው እንግዲህ እህል መፍጨት ትችላለህ የሚለው አልችልም ሲያደርጉ ብቻ ነው ያየሁት እንጂ እኔ በተግባር አልሰራሁም ስለዚህ በተግባር ያልሰራሁትን ደግሞ እንዲህ ሰርቻለሁ ማለት ስለማልችል ነው ይሄን ያልኩትና ያረጉትን ግን በሚገባ አይቻለሁ ማለት ነው እና ይሄን ይመስላል እንግዲህ የወፍጮ ቤት ስራ ማለት ነው።

እሺ ጠዋት ወይስ ማታ ሰው ነህ የሚል ጥያቄ ነው በጣም ግሩም የሆነ ጥያቄ ነው በጣም የሚገርም ጥያቄ ነው? እንግዲህ ጠዋት ወይስ ማታ ነው? ማታ ሰው ነህ የሚል ጥያቄ ነው እንግዲህ ጠዋትም ማታም ሰው ነኝ ማለት ነው። ጠዋትም ሰው ነኝ ማታም ሰው ነኝ። ለማለት እወዳለሁ ምክንያቱም ምንድነው አጠያይቁ ተረድቼዋለሁ እና እንግዲህ ጠዋት ሲሆን በንጹህ አይምሮ እንቀሳቀሳለን ማታ ደግሞ ሲሆን የተለያዩ እስከ ሰው ላይ ሰውዬ ጋር ተጨቃጨቅልን ሊሆን ይችላል። ከተለያዩ ሰውዬ ጋር ስራ ሰርተን እንዲሁም ደክሞን ሊሆን ይችላል ማታ ስንመለስ ደግሞ ባዳ የማይመች የሆነ የአውሬነት ባህሪ ሊኖረን ይችላል ወይም ደግሞ ጥሩ የሆነ ባህሪ ላይኖረን ይችላል። እና ከዚህ ጋር ትዝታይዞ ይመስለኛል ጥያቄው እና ያው እኔ እንደ አጠቃላይ እንግዲህ እንደዚህ አይነት ነገሮች በቀላሉ ሊፈቱ ወይም ደግሞ ሊስተካከሉ የሚችሉት መንገድ እኔ እንደተረዳሁት እንግዲህ ራስን ከመግዛት ጋር ስሜትን ከመቆጣጠር ጋር እሱ ላይ ደግሞ አሪፍ ሰርቻለሁና። ስለዚህ ጠዋት ወይስ ማታ ሰው ነህ የሚለው ጠዋትም በሚገባ አይምሮዬን ተቆጣጥሬ የምንቀሳቀሰኝ ማታም ደግሞ በሚገባን ምንም ስራ ቢያደክመኝ ምንም ስራን ጫና ቢኖር ያው የስራው ባህሪ ነው ብዬ ነው የማልፈው እና ማታም ምርጥ ሰው ነኝ ማለት ነው። ጠዋት የማሳየውን ባህሪ ማታም በሚገባ አሳያለሁ ማለት ነው። ምክንያቱም ሰው የሰው ልጅ ከሰው ጋር እንደመኖሩ መጠን ችሎ ተቻችሎ መኖር አለበት። እና የሰው ልጅ ስህተት ቢሰራም አንዳንዴ የጠፋ ስተቶችን መመለስ የማይቻሉ ነገሮች አሉ። ምናልባት በቅጣት ሊስተካከሉ የሚችሉ ነገሮች ወይም ጭርሽ ከስራ በማስወገድም ሊስተካከሉ የሚችሉ ነገሮች አሉ። እና ከዚህ ጋር ተያይዞ ትልቅ የሆነ መስተካከል የሚገባቸው ጉዳዮች እንዳሉ ይታወቃልና። አንዳንድን ለጠፋ ነገር እኔ አስር ጊዜ ማውራት ምናምን አይመቸኝም። አንድ አንዴ ተናግሬ ይሄን ይሄን ለምን አልተደረገም እንደዚህ ቢሆን እንደዚህ ነው የሚለውን በሚገባ ተናግሬ አንድ ውሳኔ ወስኜ ከዛ በኋላ ዝም ማለት ነው። አስሬ ማውራት አስሬ ያ የጠፋውን ነገር መልሼ ማግኘት አልችልም። ነገር ሲሆን ምንም ማለት ያን ያህል ደስ አይለኝም እና ይሄን ይመስላል አጠቃላይ የእያንዳንዱ ነገር።

ባዶ እግህን መራመድ ትወዳለህ የሚል ጥያቄ ነው? እንግዲህ ባዶ እግሬን መራመድ እኔ አልወድም ማለት ነው። እንግዲህ ባዶ እግሬን ከቦታ ቦታ መቀሳቀስ አልችልበትም የተለያየ የማይወጋኝ ነገር የለም። የተለያየ ድንጋይ ይቆረቁረኛል በአጠቃላይ መሬቱ በሙሉ በጣም ይቆረቆየኛል እና የተወሰነች እንኳን ኪሎ ሜትር የሚሄድ እንኳን አልችልም። እና ከቦታ ቦታ ለመንቀሳቀስ ባዶ እግሬ በጣም ይከብደኛል የማለት ነው። እንግዲህ ከባዶ እግር ጋ ተያይዞ እንግዲህ የተመለከትኩት በገጠር አካባቢ ያሉ ትላልቅ አባቶች በሚገባ የሚቀሳቀሱበት ልክ እኔ ጫማ ካረኩት እኩል የሚሄዱ አባቶችን አይቻለሁ። ትላልቅ ሰዎችን አይቻለሁ እና በጣም ጎበዝ የሚባሉ በተለይ ቀደም ባለው ትውልድ የነበሩ ትላልቅ አባት ወይ በጣም ከቦታ ቦታ መንቀሳቀስ እንዲሁም የመሄድ አቅም አላቸውና ትልቅ የሆነ ጉልበት አላቸው ማለት ይቻላል። በሚገባና ጥሩ የሆነ የአቅም ደግሞ የእንቅስቃሴ የሚያደርጉበትን ሂደት ስመለከት በጣም ይገርመኛል። እና ደግሞ ከዛም ባሻገር የተለያየ ለምሳሌ እሾክ ሲወጋቸው ምናምን በቀላሉ ገንጠል እያደረጉ ነው እግራቸውን እንትን የሚሉት ፍርሃት ምናምን የለባቸውም እና በጣም ይገርመኛል። ምን አይነት ጥንካሬ እንዳላቸው ሰዎች በአጠቃላይ እና ትልቅ የሆነ የሚገርመኝ ነገር አለ። እና በእግር በእግራቸው የሚሄዱ እናቶችም እንደዛው ደግሞ በጣም ያሉበት ውሀት አለ በገጠር አካባቢ ላይ አሁን አሁን ላይ በሚገባ ቢቀርም። ከተወሰነ አመታት ጊዜ በፊት ግን በሚገባ እንደፈለጋቸው ይሄዳሉ እና አሁን አሁን ድረስ እንደውም አንዳንድ እናቶች ቤት ውስጥ በጫማ መንቀሳቀስ ራሱ ደስ አይላቸውም በእግራቸው የሚሄድ ነው። ደስ የሚላቸው ቤት ውስጥ የተለያዩ ስራዎች ሲሰሩ እና ይሄ አንዱ ከሚገርመኝ ወይም ደግሞ ከሰዎች ጥንካሬ አንፃር ትልቅ በየጊዜው የሚገርመኝ ይሄ ነገር ነውና። እንግዲህ በባዶ እግር ስናይ እንደ ሀገራችንም ትልቁ ሯጫችን ጎበዝ የሆነው ሺህ አለቃ ሄሌ ገብረስላሴ በማራቶን ጊዜ ወይም ደግሞ ሪከርድ የሰበረበት ጊዜ ላይ እንዲሁም በጫማ ሩጥ ብሎት በጫማ መሮጥ ጀምሮ የተወሰነ ሜትር እንደሮጠ ጫማውን አድርገው መሮጥ አልቻለበትምና አብረውት የተወዳደሩትም ጥሎት የሚሄድ ሂደት ሲያሳዩ በእግሩ ጫማውን ቶሎ ልቅ ልቅ አድርጊቶ በእግሩ ሮጦ ክብረ ወሰን የሰበረበትም ትልቁ የሀገራችን ድንቁና አንበሳ የሆነ የአትሌት ሻለቃ ገብረስላሴ እንግዲህ ጎበዝ የሚባል አትሌታችን ነው። እና አንድ በእግር እንግዲህ እኔ ከቦታ ቦታ እንንቀሳቀስ እንኳን የማልችለውን እሱ በእግሩ ሮጦ አትሌቲክስ ክብር ወሰንን መስፈር ማለት በጣም ትልቅ ነገር ነው። እና እንደዚህ ብዙ ብዙ ሰዎች አልፎ አልፎ በሀገራችን አሉ። በጣም ለእንደዚህ አይነት ነገር የማይበገር ወይም ትካር ያላቸው እና በጣም ትልቅ የሆነ አቅም ያላቸው ሰዎች አሉና። እንደ አጠቃላይ ትልቅ የሚባል በእግራቸው የሚሄዱበት ወይም ደግሞ ብዙ ርቀትን የሚሄዱበት ሂደት አለና እንደውም በድሮ ጊዜ ጫማም የሌላችሁ የማድረግ አይወዱም ትላልቅ ሰዎች እና በጊዜው በእግናቸው እንደፈለጋቸው የሚሄዱበት ሂደት አለ። እና ያ ያ ደግሞ በጣም የሚያስገርም ነገር ነው። በጊዜ ሂደት አሁን ብዙ ሰው ወይም ደግሞ ማንኛውም ሰው በእግሩ የሚሄድ የለም በእግሩ የሄደ ያጣ ምናምን ይመስለው። ሰው ነው አሁን ላይ ያለውና ቤቱ በጊዜ ግን በሚገባ አቅም ኖሯቸው በሚገባ ሀብት ኖሯቸው በእግራቸው የሚንቀሳቀሱ በጣም ብዙ ትላልቅ ሰዎች ነበሩ ማለት ነው። እና እንደ አጠቃላይ ስንመለከት እንግዲህ በእግሩ የተለያየ ሰው ይሄዳል እኔ ያው ያን ያህል አልችልበትም ማለት ነው። እና በብዙ መንገድ በትላልቅ ማራቶንም እንደዚሁ በእግሩ ሮጦ ያሸንፋል እንዲሁም ደግሞ በእለት ከእለት ኑሮ ውስጥም በእግሩ እንደፈለገ ተንቀሳቅሶ ስራ የሚሰራ ሰው አለና እንደ አጠቃላይ ትልቅ የሚባል የእንቅስቃሴ ሂደትን ሰዎች የሚያደርጉት ነውና። ከዚህ ጋር ያይዞ እንግዲህ ትልቅ የሆነ የ ሂደት ነው ማለት ነው። እንደ አጠቃላይ ስንመለከተው እንግዲህ ይህን ይመስላል ማለት ነው። እንግዲህ በግብ የመራመድ ሂደት በተወሰነ መንገድ የገለጽኩ ይመስለኛል። እና እንግዲህ እንደ ጠቃላይ በእግር የሚራመዱ ሰዎችም አሉ እንዲሁም የሉም ማለት ነው

በሰአት የምትደርስ ሰው ነህ የሚል ጥያቄ ነው? እንግዲህ በሚገባ ቀጠሮ አክባሪ ነኝ ወይ ደግሞ በሰአት የምደርስ ሰው ነኝ ማለት ነው። ምክንያቱም የተለያየ በስራ መስክ ሊሆን ይችላል። የተለያየ ጉዳይም ሲኖሩኝ ሰዎችን ስቀጥር የመጀመሪያ የምቀጥርበትን ሁኔታ አመቻቻለሁ ምክንያቱም የሚመቸኝ ቀን መሆኑን በደንብ አያለው። ሌላ ፕሮግራም እንደ አልያዝኩ እንደሆነ ወይም ደግሞ ያለመያዜን በደንብ እመለከታለሁ። እና በሚገባ እሱን አያለሁ እና ጥሩ በሚባል የቀጠሮ አያይዝ ቀጠሮ ይዛለሁና እና በሚገባ በሰአት የምደርስ ሰው ነኝ ማለት ነው። እንዲሁም ደግሞ በስራዬ ላይም በጣም ጥሩ የሚባል እንቅስቃሴ ማድረግ ወይም ደግሞ በተለያየ የስራዬ ሂደት ውስጥ ትልቅ የሆነ የ የማስተካከላቸው የስራ ሂደቶችም እንዲሁ በሚገባ ጥሩ የሆነ የሰዓት አከባበር እና ወይም ደግሞ በሰአቱ ወደ ስራዬ የምገባበት ሂደት አለ። እና እያንዳንዱ ተግባሬ ከሰአት ጋር ይያዛል ከጊዜ ጋር ይያያዛልና ጊዜን በሚገባ እጠቀማለሁ ማለት ነው። እንግዲህ ጊዜን ስናይ ትልቅ የሆነ የተሰጠን በጣም ድንቅ የሆነ እጹብ ድንቅ የሆነ ነገር ነውና። ጊዜ እንግዲህ በሰአት በሚገባ የምን የምንሰራውን ስራ ደግሞ ልንሰራ የምፈልገውን ነገር በሚገባ አውቀን ተረድተን ጊዜያችንን መጠቀም የ ግድ አለብን። እና እንግዲህ ያው በሰአት የምትደርስ ሰው ነህ የሚለው በሚገባ በሰአት የምደርስ ሰው ነኝ። እያንዳንዱ ስራዬንም በሰአት ከፋፍዬ የምሰራ ሰው ነኝና ከሰአት ጋር ነው የትኛውንም ነገር የማደርገው በዚህ ሰዓት ይሄን እሰራለሁ በዚህ ሰዓት ይሄን እሰራለሁ እያንዳንዱን ነገር በአሪፍ በሆነ ሁኔታ ነው የማከናውነው ማለት ነው። በአጠቃላይ ትልቅ የሆነ የስራ ሂደትን ወይንም ደግሞ ጉልህ የሆነ የአሰራር ክህሎትን በሚገባ የማከናውንበት ሂደት አለና። እና እንዲሁም ደግሞ ትልቅ የሆነ የ ስራ የመውደድ ወይም ደግሞ ትልቅ የሆነ ለስራ ተነሳሽነት ያለኝ እሳቤ በጣም ትልቅ የሆነ ነው። እና እንደ አጠቃላይ እንግዲህ በሰአት የምደርሰው ወይም ደግሞ በሰአቴ የምገባ የምወጣ ወጣት ነኝ ማለት ነው። እና እንዲሁም ደግሞ ጥሩ የሚባል የጊዜ አቆጣጠር ወይም ደግሞ የሰዓት አጠቃቀምን በደንብ የተረዳሁበት መንገድ አለ ማለት ነው። ከዚህ ጋር ተያይዞ በወጣትነቴ የተለያዩ ማሳካት ያለብኝ ማስተካከል ያለብኝ አስተካክዬ ወደ ትልቅ ደረጃ የምደርስበትንም ሆነ እንዲሁ ደግሞ ራሴን አሸንፌ የምኖርበትን ሂደት በደንብ ቀርጬ ስላስቀመጥኩኝ ደግሞ በደንብ ራእዬን አመቻችቼ ስለተነሳሁ በሚገባ ጊዜን እጠቀማለሁ። እንዲሁ ደግሞ ሰአቴን በሚገባ በፈለኩት ጊዜ ባሰብኩት ሰዓት ወይም ደግሞ ለራሴ በያዝኩት ቀጠሮ ሰዓት በሚገባ ስራዬ ላይ እገኛለሁ ባሰብኩት ቦታ ላይ እገኛለሁ ማለት ነው። እና በጥሩ ስራ እታወቃለሁ ማለት ነው። እንደየ አካባቢ ምንም እንደ ቦታዬ እና ትልቅ ታታሪ የሚባል የስራ ሂደትንም አከናውናለሁ። እና በሰአት እንግዲህ መገኘት ትልቁ የሰዎች ችግር ነው ብዬ ነው የማስበው። ከምመለከተው አንፃር እና እንዲሁ ደግሞ ሰአታቸውን በሚገባ የተጠቀሙ ሰዎች ትልቅ የሚባል የሰላም ደግሞ ትልቅ የሚባል የጊዜ ነጻነት የሚኖራቸው እንዲሁም ደግሞ በገንዘብ ነጻነት የሚኖራቸው ማለት ነው። እንግዲህ በሚገባ በሚገባ ሰዓት የተጠቀመ ሰው ምንም አይነት ያላባከነ ሰው እያንዳንዱ ሁሉንም ነገር የእሱን አንድ እርምጃ አብሮ የሚረዳው ወይም ደግሞ የሚራመድ ነው። እና ከዚህ ጋር ተያይዘው ጥልቅ የሆነ ሂደትን ያከናወኑ ሰዎች አሪፍ የሆነ ደረጃ ላይ ስለደረሱ እኔም ያንን በሚገባት ተመልክቼ ነው ማለት ነው። እንግዲህ አንዳንድ ሰዎችን ደግሞ ስንመለከት ምን ሰዓት አለኝ እኔ የተለያየ ቦታ ላይ የሚሄድበት ቦታ ምንም ጊዜ የለኝም ይላሉ። ግን ስልካቸውን ይዘው በትንሹ ሁለት ሶስት ሰዓት የሚቆዩበት ሂደት አለና ይሄ አሁን አንዱ ከስህተት የሚቆጠር ነው ማለት ነው። ምክንያቱም ስልካችን ላይ ሊጠቅመን የሚችል ነገር ከሆነ ነው እንጂ ለምሳሌ ቁጭ የምንለው አለበለዚያ ጊዜያችንን ማጥፋት ነው የሚሆነው። እና ሰዓት ከመቆጠብ ጋር ወይም ደግሞ ሰዓት አጠቃቀም ከማወቅ ጋር የተያያዘ ነገር ነውና እንግዲህ አሪፍ የሚባል አጠቃቀም እጠቀማለሁ ማለት ነው። እንደ አጠቃላይ ይሄን ይመስላል የኔ

ማታ ምን አይነት ድምጽ ትሰማለህ የሚል ጥያቄ ነው? እንግዲህ ማታ የተለያዩ ድምፆችን እሰማለሁ የተለያዩ ነገሮች የተለያዩ ድምጽ የሚያሰሙ ነገሮችን እሰማለሁ ማለት ነው። እንግዲህ ማታ ማታ በጣም ብዙ ነገር እሰማለሁ ለምሳሌ የተለያዩ የጭፈራ ቤቶች ሙዚቃ ይሰማሃል በርቀት እንዲሁም ደግሞ ተለያዩ የ ተለያዩ የ ማታ የሚወጡ የተለያዩ ትላትሎች የሚጮህበት ሂደት አለ። የተለያየ የሆነ ሲጢጥ የሚል ድምጽ የሚያስሙበት ሂደት አለ። እንዲሁም ደግሞ የተለያዩ አውሬዎች የሚጮሁበት ለምሳሌ ጅብ የሚባለው አውሬ የሚጮሁበትን ሁኔታ እሰማለሁ። ወዲሁም ደግሞ ውሾችም የሚጮሁበት ሂደት አለ። የተለያየ ሽታ ሲሰጣቸው ጥረን ሲያነሱ የሚጮሁበት ሂደት አለና እንዲሁም ብዙ የምሰማው የማታ ድምጽ። አለና እንግዲህ ከዚህ ጋር ተያይዞ የተለያዩ ለምሳሌ ዜና እሰማለሁ ወይም ደግሞ የተለያዩ ትምህርት ጠቀስ ነገሮችን እሰማለሁ። እንዲሁም ደግሞ አለም ያለችበትንም ሁኔታ ማታ ማታ የምሰማበትን ሂደት የተወሰነ ደቂቃ እሰማለሁ። እንዲሁም ደግሞ አጠቃላይ አለም እንደ አይነት ብሎ ዋለች የሚለውንም ነገር ደግሞ በተለያዩ ሚዲያዎች የምሰማበት የድምጽ ሂደት አለና እንግዲህ ጥሩ የሚባል ጊዜ ነው። እንግዲህ በተለይ ማታ የማሳልፈው ማለት ነው። እና እንዲሁም በተሻለ ሁኔታ የሚባል የተለያዩ ድምጾች ሂደት አለና እንዲሁም ደግሞ የተለያየ የሌሊት ኦፍ ድምጾች ይኖራሉ። እንዲሁም ደግሞ በጣም የተለያዩ የአነር ድመቶችም ድምጽ በሚገባ እሰማለሁ ማለት ነው። እና እንደ አጠቃላይ ብዙ ነገሮችን እሰማለሁ ማለት ነው። ማታ ማታ ከዚሁ ጋር ተያይዞ የተለያዩ መልካቸውን የማላውቃቸውም ማውሬዎች ድምጽ አውጥተው ሲጮሁ እሰማለሁ እና ይሄ ምን አይነት አውሬ እንደሆኑ እንኳን የማላውቃቸውና በጨለማ የሚቀሳቀሱ የአውሬዎች አሉ እና እንደዛ እንደዚህ ያሉ ነገሮችን በሚገባ እሰማለሁ ማለት ነው። እንዲሁ ደግሞ ጥሩ የሆነ የአየር ድምጽ ወይም ደግሞ አየር ንፋስ የሚያሰማው ድምጽ አለና ይሄ የሆነ የሚል ነገር የንፋስ ድምጽም እንደዛው ቀለል ያለ ለስለስ ያለ እንፋስ ሂደትም አለ ወይም ደግሞ ድምጽም አለ እና እንግዲህ ብዙ ነገሮችን የምሰማበት ሂደት አለ። እንዲህ ብትለያዩ ፌንጣዎች የተለያዩ ትናንሽ ጥቃቅን የሆኑ የድምጽ የሚያወጡ ነገሮችን በደንብ የምሰማበት ሂደት አለ። እንዲሁ ደግሞ በተለይ በጉዞ ላይ ደግሞ ተለያየ በግሬ የሚቀሳቀስበት ሂደት ላይ በግራ በቀኝ የሚጮሁ የተለያዩ ትላትቦችንም በጣም እሰማለሁ። እንዲሁም ደግሞ የተለያዩ የሌሊት ውፎች በጣም ወዲህ ነው ወዲህ የሚበሩበት ወይም ደግሞ ድምጽ የሚያሰሙበትም ሂደት አለ። እና እንዲሁ ደግሞ ማታ ማታ የሚጮሁ ምኑ ለየት ያሉ ወፎች ብዙ ጊዜ ተመልክቻለሁ ደግሞ ሰምቻለሁ እና እየጮሁ የሚሄዱ እንዲሁ ደግሞ እንትን ያዩ አዋፋት የሚሄዱ በጨለማ እየጮሁ የሚሄዱ አዋፋትንም እንዲሁ ተመልክቻለሁ። እና ብዙ ነገር ማታ የሚቀሳቀስ ነገር ደግሞ የሚሄድ ነገር እንዲሁም ደግሞ ድምጽ የሚሰጥ ነገር ብዙ ነገር አለና እንዳልኩት ድምፃቸውም አይታወቅም። አውሬዎች ይኖጨዋሉ የምንነሳች የማይታወቅ እንዲሁም ደግሞ የተለያዩ የሙዚቃ ድምጾችንም እንዲሁ የምሰማበት ሂደት አለ። እንዲሁም የተለያዩ ዜና ድምጾችንም የምሰማበት ሂደት አለና። እንግዲህ እንደ እዚህ ያሉ ድምጦች እንግዲህ በተለያየ የተፈጥሮ ህግ ማታ ማታ የሚሰሙ ናቸው። እና እንዲሁም ደግሞ ሰው ሰራሽ ያለበት ቢሆንም በይበልጡ ግን ከተፈጥሮ ጋር የተያያዙ ነገሮች ናቸው። በጣም ማታ ማታ ድምጽ አውጥተው የሚጩሁት ማለት ነው። እና እንደ አጠቃላይ ስንመለከተው የተለያዩ ድምጽ አውጥቶ የሚጮሁ እንስሳቶች የዱር አራዊቶች አሉ እንዲሁም ደግሞ ነፍሳቶችም አሉ ማለት ነው። እንግዲህ ይሄን ይመስላል ማታም የምሰማው ድምጽ ማለት ነው። እና ብዙ ብዙ ድምጾችንም የምሰማበት ሂደት አለና ያው የተወሰኑትን ያክል ለማንሳት ያህል ብዬ ነው እንጂ የተለያዩ ቁራሪቶችም የሚጮሁበት ሂደት አለና ይሄን ይመስላል።

ነገሮችን በስርዓት ታስቀምጣለህ የሚል ጥያቄ ነው? እንግዲህ ነገሮችን የተለያዩ ነገሮችን የተለያዩ የማስቀመጣቸውን ነገሮች የተለያዩ አደራ የተሰጠሁትን ነገሮችን እንዲሁ ደግሞ የተለያዩ መገልገያ ቁሳቁሶችን እንግዲህ በሚገባ በስርዓት አስቀምጣለሁ እና በስርዓት እይዛለሁ ማለት ነው የተለያየ የማዘረክረክ ባህሪ የለብኝም ማለት ነው። ምክንያቱም የትኛውም ስራ እኔን ስለሚጠብቅ ለኔ እኔና እኔ ብቻ ስላለው በሚገባ ከእኔ እኔን የሚጠብቁ ስራዎች እያንዳንዱን እኔን የሚጠብቁ ስራዎች ስለሆኑ እነኛን ስራዎች በሚገባ እሰራለሁ ምክንያቱም ያንን የማደርግበት ምክንያት ጭራሽ ብተወው ማንም ሊያነሳልኝ የሚችልበት ነገር የለም እና ያው ራሴ ብቻ ነኝ የማነሳው እና እኔኑ በጊዜ ሂደትም ቢቆይ ቀን ቢያስቆጥርም እኔኑ የሚጠብቅኝ ነገር ስለሆነ ነገሮችን በስርዓት አስቀምጣለሁ ወይም ደግሞ በሚገባ አስተካክላለሁ ማለት ነው። ለምሳሌ የተለያዩ በስራ ቦታ ላይ የተለያዩ ችግር ወይም ደግሞ የተለያዩ ግጭቶች ይፈጠራሉ እና ያን ጊዜ ላይ የማደርገው ነገር አለ ወይም ደግሞ ግጭት ሲፈጠር ምንድነው መጀመሪያ ሰከን ብሎ ማሰብን ነው የለመድኩት እና በተረጋጋ መንፈስ ማሰብ ምንም አስቸጋሪ ምንም አናዳጅ ነገር ቢሆን ነገሮችን በስርዓት ለማየት እሞክራለሁ ወይም ደግሞ ነገሮችን ጨዋ በሆነ መንገድ ለማየት እሞክራለሁ። እና እያንዳንዱን ነገር ከየት ተነስቶ ወዴት እየሄድ እንደሆነ በደንብ አጤንና በሚገባ ያ ክርክር የገባው ሰው ወይም ደግሞ ያ ያ ሰጣ ገባ ውስጥ የገባ ሰው ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው የሚለውን ነገር እውነታውን ይዤ አይ አልሰማም የሚልም ከሆነ እያንዳንዱን ነገር በጥንቃቄ የማደርግበት ሂደት አለና እንግዲህ ብዙ ራስን ከመጠበቅ ጋር ተያይዞ ወይም ደግሞ ከሰዎች ጋር ያለንን ግንኙነት በስነ ስርዓት ለማከናወን ጥሩ የሚባል ከሰዎች ጋር ኮንታክት ቢኖረን ወይም ደግሞ ጥሩ ግንኙነት ቢኖረን መልካም ነው ማለት ነው ምክንያቱም ከሰዎች ጋር ስንጣላ ወይም ደግሞ ከሰዎች ጋር የተለያየ ነገር ውስጥ ስንገባ ምንድነው? በጣም ብዙ ነገር የምናጣውም ሆነ እንዲሁ ደግሞ የምናተርፈውም ነገር ይኖራል እና እንግዲህ ከሰዎች ጋር ግጭት ስንገባ ምንድነው? አንደኛው ያን ሰውዬ እንዴት እንደዚህ አደረገኝ እንደዚህ አደረገኝ የሚለውን ነገር በጣም እያሰብን ከስራችን ልንወጣ እንችላለን እንዲሁ ደግሞ ከዛ ሰውዬ ጋር የሌለ የፀብ አይነት ልንገባ እንችላለን ማለት ነው። እና የጥፋቱን ሁኔታ ያው ቢለያይም ማንም ሰው ክብሩን አሳልፎ አይሰጥምና ይሄ በክብር ዙሪያ የሚመጣን ነገር ምንም ወደ ኋላ ወደፊት የምልበት ነገር የለም። በሚገባ የሚመጣውን ሂደት ወይም ደግሞ የሚመጣውን ምላሽ እንደየ አመጣጡ እንደየ አገባቡ በሚገባ ቀለል አርግቼ የምመልስበት ሂደት አለ ወይም ደግሞ ረጋ ብዬ ተረጋግቼ በጣም ስሙዝ ሆኜ ወይም ደግሞ ቀለል አርግቼ የማስተላልፍበት ሂደት አለና እንግዲህ ትልቁ ነገር አንዱ ይሄ ነው። እና ሰዎች በተናደደ መንፈስ ሊመጡ ይችላሉ ነገሮችን እንግዲህ ባልጠበቅነው መንገድ ሊመጣ ይችላል እና ወይም ደግሞ ባላሰብነው መንገድ ይመጣሉ እና ይሄን ጊዜ ላይ ቆም ብለን ማሰብ አለብን ያ ሰውዬ ለምሳሌ የሚመጣበትን መንገድ እንዴት ሊመጣ ቻለ የሚለውን በሚገባ ወዲያው አስበን የተሻለ የምንለውን እኛንም ማይጎዳ እሱንም ማይጎዳ ጥቅም ያለው ነገር ብናደርግ ትልቅ የሆነ ከሰዎች ጋር ያለንን ግንኙነት በደንብ እንጨምራለን ማለት ነው። እንዲሁም ደግሞ አንዴ ከሰው ጋር እየተጣላን በሄድን ቁጥር ከሰው ጋር እየተፋጀን በሄድን ቁጥር እንዲሁም ደግሞ ጠላት ባፈራን ቁጥር ስራችን እየተስተጓጎለ ይሄዳል ማለት ነው። ከግራህ ከቀኝህ ሊኮረኩመን የሚፈልግ ሰው በጣም ይኖራል እና ከዚህ አንፃር እንግዲህ በደንብ ጥንቃቄ ልናደርግ ይገባል ማለት ነው። እንግዲህ በሚገባ ለመገስገስ በሚገባ ያሰብነው ነገር ለመድረስ ጠላት ከማብዛት ይልቅ ወዳጅ ማብዛት ትልቅ ለስኬታችን ዋስትና ይሆናል ብዬ አስባለሁ እና ይህንን መርህ በደንብ መጠቀም መቻል አለብን ማለት ነው። እኔ እንደተረዳሁት ከሆነ እና ይሄንን እንግዲህ ማድረግ አለብን ማለት ነው። እንዲሁም ነገሮች ባላሰብኩት መንገድ ሲመጡ ረጋ ብዬ ምን እይነት ነገር ሊፈጠር ይችላል የሚለውን እሳቤ በደንብ አስባለሁ ምንም ነገር ከመናገሬ በፊት ቸኩዬ ውሳኔ ከመወሰኔ በፊት ቸኩዬ ሰዎችን ከመናገሬ በፊት ረጋ ብዬ ቆም ብዬ አስባለሁና ይሄን

በመስመር ላይ ሙዚቃ ትሰማለህ የሚል ጥያቄ ነው? እንግዲህ በመስመር ላይ ሙዚቃ በደንብ እሰማለሁ ማለት ነው። በደንብ ደስ ይለኛል በደንብ ሙዚቃ የመስማት በጣም ፍቅሩ አለኝ ወይም ደግሞ ደስ የሚለኝ ፓርቱ ነው። እንግዲህ የሙዚቃ መስማት ማለት ነው። እንግዲህ ሙዚቃን ስመለከት ትልቅ የሆነ የ የተለያዩ የማስባቸውን ነገሮች በሚገባ በሙዚቃ የምገልጽባቸው ነገሮችን ደግሞ ሙዚቃ በጣም የኔን የማስበው ነገር የሚገልጹልኝ ሙዚቃዎች የተለያዩ ሙዚቃዎች አሉና እነሱን እንግዲህ በሚገባ የምናይበት ወይም ደግሞ የምሰማበት ሂደት አለና። እንግዲህ ሙዚቃን በመስመር ትሰማለህ ወይ የሚለው ወይ ደግሞ ታያለህ ወይንም ትረዳለህ የሚለው በሚገባ እሰማለሁ ማለት ነው። በጣም ደስ ይለኛል እንግዲህ ሙዚቃን ማዳመጥ ማለት ነው። በተፈጥሮዬም በጣም ሙዚቃ ይሰበኛል ወይም ደግሞ ደስ ይለኛል እና እንዲው ደግሞ አንዳንድ ሙዚቃዎች በጣም የሚገራርሙ ሙዚቃዎች አሉና በጣም ከልብ ከልብ የመነጩ የሙዚቃ ሂደቶች አሉና እንዲሁ ውስጤን በጣም ደስ የሚያሰኙት ነገር የሆነ ለየት ያለ ስሜትን የሚያሰሙኝ ሙዚቃዎች አሉና በጣም ሙዚቃ ደስ ይለኛል እንዲሁ ደግሞ በጥሩ ሁኔታ ሙዚቃን ማዳመጥ በጣም እወዳለሁና። እና ሙዚቃን እንግዲህ በትልቁ የምረዳበት ሂደት ለኔ በጣም በጣም ጥሩ የሚባል ነውና። ሙዚቃን እንደ አጠቃላይ ስንመለከት እንግዲህ የእለት ከእለት ኑሯችንን ይገልጻሉ እንዲሁም ደግሞ የተለያዩ የተጎዳንበትን ነገር ይገልጻሉ እንዲሁም ደግሞ የተደሰትንበትንም ነገር ይገልጻሉ እንዲሁም ደግሞ በተለያየ ጊዜ ለምሳሌ በሰርግ ጊዜ የሰርግ ሙዚቃ ሲከፈት እንግዲህ ያንን የሰርግ ድባብ ወይም ደግሞ የዛን የሰርግ ሁኔታ በጣም የሚያሸብርቅበት በጣም የሚያስደስትበት ወይም ደግሞ በጣም ያንን ትልቅ የሆነ ደስ የሚያሰኝ የሙዚቃን ጨዋታዎች የሚጫወቱ የሙዚቃ ባለሙያዎች የአርት ባለሙያዎች አሉና። ከዚህ ጋር ነው እንግዲህ ትልቅ የሚያስደስት የሙዚቃ ጨዋታ የሚጫወቱ ልጆች እንዲሁም ደግሞ ትልቅ የሆነ የአመለካከት ለውጥ ያላቸው ሰዎች በሚገባ ሙዚቃን እንደ መሳሪያ የሚጠቀሙም ሰዎች አሉ በሙዚቃ ሰውን የሚገሉ እንዲሁም ደግሞ በሙዚቃ ሰውን በጣም ልቡን የሚያንጠለጥጡ ወይም ደግሞ ልቡን በጣም እንዲፈልግ ሊያደርጉ የሚችሉ ነገሮችን በጣም የሚጠቀሙ ሰዎች አሉና እንግዲህ ሙዚቃ ትልቅ ሀይል አለው ማለት ነው። እንደ አጠቃላይ ሙዚቃ የሙዚቃን ምንነት እንግዲህ ስንመለከት በጣም የሰው ልጅ የሚችል የአመለካከቱን ሊሆን ይችላል የስሜቱን ሊሆን ይችላል እንዲሁ ደግሞ የተለያዩ የእውቀት ደረጃውን ሊረዳ የሚችል ነውና እንግዲህ ሙዚቃ በጣም ሙዚቃ ትልቅ ሀይል ያለው የነገር ነው ማለት ነው። ምክንያቱም የሰው ልጅ አይምሮ በደንብ መቆጣጠር የሚችል ነው ሙዚቃ እንደ አጠቃላይ ስንመለከተው እና ሙዚቃን በአግባቡ መጠቀም የምንሰማውን ሙዚቃ በደንብ መጠንቀቅ ወይም ደግሞ በደንብ መረዳት ይኖርብናል ማለት ነው። የሙዚቃውን አይነት እና ትልቅ የሆነ የሙዚቃ ከመጠን በላይ ያለፈ የሙዚቃ የመውደድ ሂደትም ካለብን ትልቅ የሆነ የአእምሮ መናጋት ወይም ደግሞ ግራ የመጋባት ሂደትም ሊፈጠርብን ይችላል። እና በተለያየ መንገድ ሙዚቃን ከመጠን በላይ የምንወድ ከሆነ ቀለል እያደረግን ቀስ በቀስ ቀነስ ቀነስ እያደረግን በመጠኑ የማዳመጥ ጥበብን መጠቀም እንችላለን እና ማንኛውም ነገር ከመጠን በላይ አብዝተን ከተጠቀምነው ወይም ደግሞ በየጊዜው በጣም በጣም ተለቅ ተለቅ እያደረግን ደግሞ ጨመር ጨመር እያደረግን ሁኔታዎቹን የምንጠቀም ከሆነ ወደ ሱስነት የሚቀየርበት ወይም ደግሞ እኛን ወደ መቆጣጠር የሚቀየርበት ሂደት አለና ከዚያ ተያይዞ ትልቅ ጥንቃቄንም ማድረግ ይኖራል ይኖርበታል ማለት ነው። እንግዲህ ከሙዚቃ ጋር ተያይዞ እና ሙዚቃን እንግዲህ በመስመር በደንብ እጠቀማለሁ ማለት ነው በደንብ እሰማለሁ ማለት ነው። ሙዚቃ በጣም ደስ የሚያሰኘኝ ነው እና በትርፍ በትርፍ ጊዜ በተወሰነ ደቂቃዎች የምሰማበት ሂደት አለና እንደ አጠቃላይ ሙዚቃ እንግዲህ ለኔ ደስ የሚለኝ ፓርት ነው ማለት ነው። ወይም ደግሞ ደስ የሚለኝ ነገር ነው ይሄንን ይመስላል እንግዲህ አጠቃላይ ስንመለከተው ይሄ ነው ማለት ነው።

በየትኛው ቋንቋ ወደ ገበያ ትሄዳለህ? አሪፍ ጥያቄ ነው እንግዲህ የጥሩ ጥያቄ ነው ማለት ነው። እንግዲህ በየትኛውም ቋንቋ ወደ ገበያ ትሄዳለህ የሚለው ጥያቄ ትልቅ ጥያቄ ነው። እና እንግዲህ ወደ ገበያ የሚሄድበት የቋንቋ ሂደት ያው በአፍ መፍቻ ቋንቋ ወይም ደግሞ በአማርኛ የምናገርበት ሂደት አለ። እና እንግዲህ ከዚህ አንተ አይቶ ትልቅ የሆነ ጥያቄ ነው የተነሳው ምክንያቱም በየትኛው ቋንቋ ወደ ገበያ ትሄዳለህ? የሚለው እንግዲህ ወደ ስራ ቦታዬ በሚሄድበት ቦታ ላይ እንግዲህ ኖርማል ቤት ውስጥ ብቻ የማወራው ወሬ አልጠቀምም ማለት ነው። ለምሳሌ ቤት ውስጥ እንዲሆኑ እንዲያውም የሚለው ብቻ ሳይሆን ወደዛ ቦታ ሳቀና የተለያዩ ልጠቀማቸው የምችላቸው ነገሮች አሉ። አንደኛ የደንበኛ በሚገባ ለመሳብ ሁለተኛ ደግሞ የእቃውን ጥራት ምንነት ሰዎችን በሚገባ አትራክት አርግቶ ደግሞ ስቦ ወደ ሽያጭ እንዲመጡ ወይም ደግሞ ወደ ግዢ እንዲመጡ የማደርግበት ሂደት አለ። እንዲሁም ደግሞ ከነጋዴ ነጋዴ ትልቅ የሆነ ግንኙነት ማድረግ ወሳኝ ነገር ነውና ለተለያዩ የንግድ ሂደቶች። የተለያዩ የዋጋ ንረት ሲኖሩ እንዲሁ ደግሞ የዋጋ ቅናሽ ሲኖሩ እነኚህ እነኚህ ነገሮች በቀላሉ የመናገር ሂደት አለና ከዚህ ጋር ተያይዞ እንግዲህ በጥሩ ሁኔታ መመልከት እንችላለን ማለት ነው። እንደ አጠቃላይ ስንመለከተው ማለት ነው። እና እንግዲህ ይህንን ገበያ የምንቀሳቀስበት የሚሄድበት መንገድ እንግዲህ ያው ጥሩ የሚባሉ የንግግር ክህሎቶችን ይዤ ነው መንቀሳቀሰው ወደ ቦታው ሲሄድ። ምክንያቱም የማገኘው ኖርማል የቤተሰብ ሰዎች ሳይሆን የተለያዩ ደንበኞችን የተለያዩ ደንበኞች ያልሆኑ ሰዎችን ይመጣሉ። እነሱ እነሱን እንግዲህ በሚገባ ማስተናገድ በክብር መሸኘት እንዲሁ ደግሞ በተለያዩ አዝናኝ በሆኑ ነገሮች እያዝናናሁ በሚገባ የተለያዩ ነገሮችን እንዲረዱኝ ወይም ደግሞ የስራዬንም ሂደት ምን ያህል ታማኝ እንደሆንኩ በተለያየ ምሳሌዊ አነጋገር ሊሆን ይችላል። እንዲሁ ደግሞ በሚገባ ቀጥታ በንግግር ሊሆን ይችላል እንዲሁ ደግሞ በጣም በማሞገስ ሊሆን ይችላል። እና የተለያዩት ቴክኒኮችን የምጠቀምበት ሂደት አለ። እና ወደ ስራ ቦታ ሲሄዱም ደግሞ ወደ ገበያ የሚሄድበት ጊዜ እንዲሁም ደግሞ አንዳንዴ ጊዜ የምሸጥ ብቻ ሳይሆን የምገዛበትም ጊዜ ይኖራል። እና ያ ጊዜ ላይ እንግዲህ ሰዎች እንዴት? አርግቼ በተሻለ ዋጋ እንደምገዛ በደንብ የማየበትና የምገመግምበት ሂደት ነውና። እንደ አጠቃላይ ትልቅ የሆነ የ ግዢም ስርዓት እፈጽማለሁና። እንግዲህ ያው በተሻለ ለመግጣት እንግዲህ የተለያዩ ንግግሮችን ማድረግ የግድ ይላል ገበያ ላይ እንግዲህ ፈጠን ፈጠን ማለት ብቻ ሳይሆን እውነተኛ ሊያሳምኑ የሚችሉ ነገሮችን ለሰዎች እየነገሩ እውነታውን አውቀው በሚገባ ውሳኔ እንዲወስኑ የማድረግም ጥበብ። እንግዲህ ዋናኛው ከዚህ ጋር የተያያዘ ነውና እንደ አጠቃላይ ትልቅ የሆነ የግዢ ስነ ስርዓትንም ሆነ የመሸጥ ስነ ስርዓትን በደንብ የምጠቀምበት ሂደት አለና። እንደ አጠቃላይ ትልቅ የሆነ የምጠቀምበትም ደግሞ ትልቅ የሆነ የግዢ የሰነ ስርዓት የማደርግበት ሂደት አለና። እንደ አጠቃላይ ትልቅ የሆነ የሙያዊ ስነምግባርን ይዤ እንዲሁም ደግሞ ትልቅ የሆነ ከሰው ጋር መግባባትን ከሰው ጋር በተለያየ የስራ መስክ። ከመገናኘት ከተያያዙ በደንቡ በፍጥነት ተገብቶ ወደ ልክ አንድ ቀን የተገናኘሁትን ሰው። በወር ሁለት ወር እንዳገኘሁት ቢጤ በጣም ተግባብቼ በጣም የሚገባ የተነጋገርኩ እንዲሁ ደግሞ ለምሳሌ ወጪ በማወጣበት ሰዓት ጠንቀቅ ብዬ ነው የማወጣው ምክንያቱም። ለጊዜው ልትተዋወቀው እንጂ ያን ሰው ውስጡን አላውቀውም። እና እዚህ እዚህ ላይ ጠንቀቅ ብዬ ጠንከር ብዬ ነው የምንቀሳቀሰው ምክንያቱ ያው የቢዝነስ ነገር ጥንቃቄ ይፈልጋል። እና እንግዲህ ከዚህ ጋር ተያይዞ በሚገባ ይሄን አደርጋለሁ ማለት ነው። እንግዲህ በጣም ጥሩ ጥሩ ጥያቄዎችን በጣም የረሳኋቸውንም ነገሮች በደንብ የማስታውስበት ጥያቄ ነው። እየተጠየቅኩ ያለሁት እና በጣም አመሰግናለሁ በጣም ደስ ብሎኛል። እና እንግዲህ እንደ አጠቃላይ በየትኛው እንዳልኩት እንግዲህ በየትኛው ቀን ወደ ገበያ ትሄዳለህ የሚለውንም ለመመለስ ያህል እንግዲህ በስራ ጊዜ ነው። በሚገባ የሚሄደው ወይም ደግሞ ገበያ ብዙም ጊዜ በሚካሄድበት በሚጠፉበት ጊዜ ነው። ወደዛ ቦታ የምንቀሳቀሰውና እንደ አጠቃላይ እንግዲህ ይሄን ይመስላል ማለት ነው። እና ትልቅ የሆነ የአስተሳሰብ ስሜት ይኖረዋልና ደስ ይላል ማለት ነው። እንግዲህ በስራ የሚኮራ ሰው ወይም ደግሞ በስራው ደስ የሚለው ሰው እንግዲህ በሚገባ ይሄን ይመስላል ማለት ነው።

ሰዎችን በአይን ትመለከታለህ የሚል ጥያቄ ነው? እንግዲህ ይሄ በጣም ግሩም ግሩም የሆኑ ጥያቄዎች እየተጠየቅኩ ነው በጣም ደስ ብሎኛል። እና እንግዲህ ሰዎችን በአይን ትመለከታለህ የሚለው ጥያቄ በጣም በጣም በተወሰነ ጊዜ ወይንም ደግሞ ቢያንስ ከአመት በፊት በጣም የሰዎችን አይን ማየት በጣም እፈራ ነበር እና በጣም በቃ በተለይ የሴቶችን አይን ሳይ በጣም ውስጤ ይደነግጣል እንዲሁ ማለት ነው። እንዲሁም ከተለያዩ ሰዎች ጋርም ከወንዶች ሰዎች ጋርም ሳግ ስገናኝ እንግዲህ በጣም የሆነ ሰዎችን ቀና ብዬ ማየት እፈራ ነበር እና እንግዲህ የተለያዩ ትምህርቶችን የተለያዩ ኮርሶችን በስልኬ ወሰድኩና በሚገባ የምፈራበትን ምክንያት በደንቡ ራሴን መረመርኩት ማለት ነው። ምንድነው ምክንያቴ የሚለውን ስመለከት ያን ያህል አጥጋቢ ምላሽ አላገኘውም። እና ታዲያ እነሱን ቀና ብለህ ስታይ ምን አይነት ስሜት እንደሚሰማህ እስኪበደንብ ትገመግማለህ ብዬ ራሴን ለራሴ ነገርኩት። እና እንግዲህ ራሴን ለማየት ወሰንኩና ከተለያዩ ሰዎች ጋር በአጋጣሚ ሺ የምገናኝበት ሂደት ነበር እና በሚገባ ማየት ጀመርኩ ያው ብፈራም በተሻለ ሁኔታ እነኛን ሰዎች እመለከታቸዋለሁ ማለት ነው። እንግዲህ በጊዜ ሂደት ቀስ በቀስ ቀስ በቀስ በሚገባ እንደውም ከመፍራት አልፌ ወይም ደግሞ ሰውን ከአይን ለአይን ከመገጣጠም አልፌ አሁን ላይ ማንኛውንም ሰው ሳይ እንደውም እነሱ ከሚያዩኝ በላይ እኔ በሚገባ አይናቸውን አያለሁና እንደውም አንዳንዴ ፈራ ብለው ጎንበስ የሚሉም አሉና በጣም አሁን ምንም አይነት ፍርሃት አይሰማኝም። በሚገባ ወደ ስራው አለምም እንዲሁ ወደ ማህበረሰቡ በደንብ ስገባ ያው በትምህርት ውየ ብዙ ከሰዎች ጋር ግንኙነት ባይኖሩም ያው ከተማሪዎች ጋር ነው። እና እና እንደ አጠቃላይ የሆነ ስራው አለም በደንብ ስገባ በቃ ማንኛውም ሰው ልክ እንደኔሰው እንደሆነ በደንብ ተረዳሁና ምንም ሊያስፈራኝ የሚችል ነገር እንደሌለ። በደንብ ተገነዘብኩና። በዚህ ምክንያት እንግዲህ ሰዎች በአይን ትመለከታለህ የሚለው በሚገባ እመለከታለሁ ምንም አይነት ስጋት አይኖርብኝም ደግሞ ምንም አይነት ፍራት አይኖርብኝም። እንደውም አይናቸውን በሚገባ ሳይ ሊናገረው የፈለጉትን ወይም ደግሞ የሆነ ነገር እየተነጋገርን ባልንበት ጊዜ የሆነ ውይይት ቢኖር ያንን ውይይት እንግዲህ ያልፈለገ ሰው እና ወይም ደግሞ የሆነ ምልክት የሚያሳይ ሰው በአይኑ በሚገባ አይን አይኑን ሳይ እንደውም ደንበርበር የሚሉበት ጊዜ ይኖራልና የተለያዩ ጥያቄዎችን ስትጠይቃቸው እና እንግዲህ አይን አይን ማየት ጠንካራ ያለ ሀይል የሚያመጣ ወይም ደግሞ ጎበዝ የሚያደርግ እንዲሁ ደግሞ በራስ መተማመን እንዳለን የሚያሳይ ነው። እና በሚገባ ይሄን መሆኑን ተረድቻለሁ። ምክንያቱም ሰዎችን ጥያቄ ስጠይቅ አይን አይናቸውን እያየሁ ቀጥታ እጠይቀለሁ እና እንደዛ ሳደርግ ምንድነው? የሚመልሱት መልስ ደንበር ብር ያለ እና ግራ የተጋባ ለመፍታት እንኳን የተናገሩት ነገር እንኳን በምን አይነት መንገድ መረዳት እንዳለብኝ ራሱ የሚያስቸግር ምላሽ የሚሰጡ ሰዎች አሉ። እና በድንጋጤ ምክንያት እና እንዲሁም ደግሞ ያየሁት የሆነ ነገር ስናገር ደግሞ የሆነ ነገር ጥያቄ ስጠይቅ አይናን አይቼውን አይን አይናቸውን ማየት ተወት ሳደርግ የተለያየ የፈጠራ እውነት ያልሆነ ነገር ዝም ብሎም ከ እኔን ለማሳመን ሲ ጋጋጡ ተመልክቻለሁና ወይም ደግሞ የሆነ ያለ የሌለ ነገር ሲፈልጉ ተመልክቻለሁና በዚህ ምክንያት ከማንኛውም ሰው ጋር ሳወራ አይን ላይን በደንብ እተያያለሁ ማለት ነው። እና እንደ አጠቃላይ አይን ለአይን መታየት እንግዲህ ትልቅ ጥቅም አለው ማለት ነው። አንደኛ ከማህበረሰቡ ጋር ተግባብተን እንድንኖር ምንም አይነት ፍራት እንደሌለብንም ወይም ደግሞ ትልቅ በራስ መተማመን እንዳለብን የሚያሳይ ነው። ሁለተኛ ደግሞ የትኛውንም ግብይት ሊሆን ይችላል የተለያየ የትኛውንም የፍቅር ግንኙነት ሊሆን ይችላል እንዲሁ ደግሞ የትኛውንም የጓደኝነት ሂደት ሊሆን ይችላል በሚገባ አይን ላይን የመታየት ሂደት ይህ ፍራት አይሰማም። የወንድነት ስሜት ይሰማል ማለት ነው ያው የወንድነት ስሜት ስል ያው አምባ ገነንነት አምባ ገነንነት ምናምን ማለቴ ሳይሆን ወንድ እንደሆንን በሚገባ የሚያሳይ ነው። እና ያው የወንድ የወንድ አክሽን አለ እንዲህም የሴት የሴቶች ሁኔታ የሚያሳዩት ባህሪ አለ። እና የወንዶችም የሚያሳዩት ባህሪ አለ። እና ከዚህ ጋር ተያይዞ ነው እንግዲህ ይሄን ለማለት የፈለኩት እና አጠቃላይ እንግዲህ በሚገባ ሰዎችን ከሰዎች ጋር የአይን ግንኙነት አደርጋለሁ ማለት ነው። እኔ ይመስላል እንግዲህ ጠቅለል አርግቼ ስገልጸው ማለት ነው።

ሳንደር ትለብሳለህ የሚል ጥያቄ ነው። እንግዲህ ሴንደር ለማለት ነው ወይም ደግሞ እንዲህ ሴንደር ስንመለከት ጥሩ የልብስ የምንለብሰው ሂደት ነው። እንግዲህ ሴደርያ አንድ ላይ ተያይዞ የሚለበስበት ሂደት ነው። እና እንግዲህ ሴንደር የሚል ይመስለኛል እንግዲህ አማርኛ ትንሽ ከበደ የሚል ለማንበብ የሚያስቸግር ስለሆነ ነው። እና እንግዲህ ሴንደር የሚለውንም የልብስ አለባበስ ሂደት ነው። እና ትለብሳለህ የሚል ጥያቄ ነው። ጥያቄው እንግዲህ ያንን የምለብስበት ጊዜ አለ ማለት ነው። እንዲህ በማንኛውም በስራ ሰዓት ወይንም ደግሞ የተለያዩ ስራዎችን እየሰራሁ እንደዚህ የተለያዩ ነገሮችን እያደረኩ ያንን ልብስ አለብስም ማለት ነው። ምክንያቱም ለስራ ምንም አይመችም ያንን ልብስ መልበስ እና ከዛ ለብስ ጋር ተያይዞ እንግዲህ ትልቅ ምቾት የማይሰጡ ለስራ የማይመቹ ሂደቶች አሉትና ይሄንን በሚገባ ታሳቢ አርግቼ እንቀሳቀሳለሁና። ይሄንን በሚገባ የአለባበስ ሂደት በሚገባ ጥሩ የሆነ የአለባበስ ሂደትን እለብሳለሁ። እና ይህንን የምለብስበትም ጊዜ አለ። ለምሳሌ የስርግ ጊዜ ላይ በሚገባ ፏ ፈሽ ብዬ ነው የሚሄደው ወደ ሰርግ ቦታ እና ጸዳ ብዬ ማለት ነው በሚገባ ለብሼ አሪፍ አለባበስ ለብሼ ነው የሚሄደው። እና እንዲሁም ደግሞ በተለያዩ የባህላ የሃይማኖት ባህሎችም ሲኖሩ ወይም ደግሞ ክብረ ሃይማኖት ክብረ በዓሎች ሲኖሩ እነሱን በሚገባ አሪፍ አለባበስ ለብሼ እንቀሳቅሳለሁ። እና በስራዬ ቦታ ላይ ግን ሲሆን ምንድነው? በሚገባ እኔ እንደፈለኩ ልንቀሳቀስ የምችልበት እንደውም ብዙ ጊዜ የምነብሰው ሹራብ አይነት ልብሶችን እንደዚህ እንደ ቱታ አይነት ልብሶችን መልበስ በጣም ይመቸኛል። አሪፍ አሪፍ የቱታ አይነት ልብሶች ምክንያቱም የምሰራው ስራ እንደፈለኩ ወዲና ወዲ ተንቀሳቅሼ እንደፈለገ የምሰራው ስራ ስለሆነ ከዛ ጋር ተያይዞ ትልቅ የሆነ የአሰራር ክህሎትን አንድ ላይ ጨምሬ ነው የምሰራው። እና በሚገባ በደንብ እንቅስቃሴ አድርግቼ እሰራለሁና። ከዚህ ጋር ተያይዞ ትልቅ የሆነ የ አሰራር ሂደት ደግሞ የአለባበስ ሂደት ለስራው ምቹ የሆነ የአለባበስ ሂደትን ነው ምጠቀመውና። እንደ አጠቃላይ ጥሩ የሚባል የአለባበስ ሂደትን ስንለብስ ወይም ደግሞ አንደኛ ለስራ ቦታ ስንሄድ የስራ ቦታ ልብስ መልበስ አለብን። እንዲሁም ደግሞ ወደ ትላልቅ ቦታ ወደ ጥሪ ቦታ ወይም ደግሞ ወደ ሰርግ ሊሆን ይችላል። እንዲሁም ደግሞ ወደ ተለያዩ ድግሶች ሲኖሩ ወደዛ ወደዛ ቦታ ስንሄድ ደግሞ ጽድት ያለ ልብስ ፏ ፈሽ ብለን መሄድ ይኖርብናል ማለት ነው። እና የስራንም የምንለብሰውን ልብስ በደንብ መረዳት አለብን እንዲሁ ደግሞ የተለያየ የጥሪዎችን ልብስም ወይም ደግሞ የተለያዩ የበዓላት ልብሶችንም የምንለብሰውንም ልብስ በሚገባ መለየት ይኖርብናል። ለምሳሌ አሁን የአመት ክብረ በዓል ሲኖር በሀገራችን የሚለበሰው ሙሉ በሙሉ ህዝቡ ነጭ ልብስ ነው የሚለብሰው እና ነጭ ልብስ በሚገባ ተሰፍቶ ወይም ደግሞ በጣም ጎበዝ በሆኑ በሸማኔ ስራዎች ሰርተውት በሚገባ ጌጥ አውጥተውበት ጥሩ የሆነ ፀሀይ ደም ግባት የሚባል የአሰራር ሂደትም አለ። እንደዛ እንደዛ ያሉ ስራዎችን ሰርተውበት አሳምረው የሚሰጡና ጫማውም ከዛ ጋር ተያይዞ የነጭ አብሮ የሚሄድ ነው የሚለበሰው በአመት ክብረ በዓል ጊዜ እና በእያንዳንዱ ጊዜ የሚለበሰው ልብስ ይለያያል ማለት ነው። ምክንያቱም ለምሳሌ ሰርግ ቦታ ስንሄድ የባህል ልብስ ለብሰን እንሄዳለን። ለምሳሌ ስርግ ቦታ ስንሄድ ደግሞ እንደዚሁም ደግሞ ለምሳሌ ቱታ ምናምን ለብሰን ዘረክረክ ብለን አንሄድም ማለት ነው። ምክንያቱም ያ ቦታ ያው ክብር ያለበት ቦታ ክብር የክብር ጥሪ እንደመሆን መጠን በሚገባ ክብር ያለው አለባበስ ለብሰን የግድ መሄድ ይኖርብናል ማለት ነው። ማንኛውም ሰው ይሄን ነገር የሚያደርገው ነገር ነው እና ጸዳ ብሎ ፏ ብሎ ወደ ተጠራበት ቦታ የሚሄድበት ወይም ደግሞ በክብር ና ወደ ተባለበት ቦታ የሚሄድበት ሂደት አለ። እና እና የአለባበስ ሂደታችንን በደንብ ተረድተን በደንብ አውቀን ጥሩ የሆነ የአለባበስ ሂደት ለብሰን በሚገባ መረዳትና ማወቅ አለብን ማለት ነው። አጠቃላይ እንግዲህ በሚገባ የምንለብሰውን ልብስ ለሰርግ ነው ወይም ደግሞ ለተለያዩ ለባዓል ሊሆን ይችላል ወይም ደግሞ ለስራ ቦታ ሊሆን ይችላል እና የተለያዩ ልብሶችን እንለብሳለን ማለት ነው። እና አጠቃላይ እንግዲህ ስንመለከተው ሁሉንም ነገር ለብሰን ስንወጣ የት ልንሄድ እንደፈልግን በደንብ ተረድተን የልብሱንም አብሮ የሚሄደውን ልብስ መልበስ አለብን ማለት ነው። በአጠቃላይ የምንመለከት ይሄን ይመስላል ማለት ነው። እንግዲህ

አቧራ ችግር ይፈጥራል? የሚል ጥያቄ ተጠይቄያለሁ እንግዲህ አቧራ ስንመለከት አቧራ በተለያየ ምክንያት ይነሳል እና እንዲሁም ደግሞ በተለያየ ሁኔታ ከቦታ ቦታ የአየር ንብረት አማካኝነት መንገድ አቧራ ይነሳል ማለት ነው ለምሳሌ አቧራ የሚነሣበትን ትልቅ የሆነ ወቅት አለ ያው ወቅትም እንግዲህ በጋ የምንለው ወይም ደግሞ በሀሩር ፀሀይ የሚሆንበት እንዲህም ከባድ ሙቀት የሚያስተናግድበት የአገራችን የመልካም ምድር ሂደት አለና እንግዲህ በጋ ጊዜ ላይ የትኛውም ነገር ቅጠሉን ከመለምለም ይልቅ ቅጠሉን የሚያደርግበት እንዲሁም ደግሞ የተለያዩ እጽዋቶች ራሳቸውን ደረጃ የቻሉ እጽዋቶች አልፎ አልፎ የሚደርቁበት ሂደት ነውና ምክንያቱም ውሃ ስለማያገኙ በዚህ በዚህ ምክንያት ውሃ ያጣሉ እንዲሁም ደግሞ እንዳልኩትም ትልቅ የሆነ የ የበጋ የመጫን ሂደት ወይም ደግሞ በጣም ንፋስ አዘል አየር ይፈጠራል እና እንዲሁ ደግሞ በጣም ደረቅ ሁሉ ነገር የሚደርቅበት የተለያዩ ምድር ስናየው ደረቅ የሚሆንበት ሂደት አለ እና ምንም አይነት አረንጓዴ ነገር የማናይበት ሂደት ይኖራል ቅጠሎችም እንደዛው ሙሉ በሙሉ ቅጠላቸውን ያረግፋሉ ዛፎችም እና እንግዲህ እነኛ ዛፎችም እንደዛው በጋው ሲበረታባቸው በጣም ቅጠላቸውን እየጣሉ ይሄዳሉ እና እንዲሁ ደግሞ ሁሉ ነገር አቧራ ይሄን የሚያነሣበት ጊዜም ደግሞ የሚነሳበት ጊዜ የሚመጣው ያው እንዳልኩት በበጋ ጊዜ ነውና እንግዲህ አቧራ ይሄ የሚነሳው ዋናኛ በዋነኝነት እንግዲህ አውሎ ነፋስ የምንላት ወይም ደግሞ በጣም አንድ ቦታ ተደራጅተው ነፋሱ በጣም ወዲህ ነው ወዲህ እየቀዘፈ አቧራን የሚያስነሣበት ሂደት አለ እና አቧራውን ቀጥ አድርጎ ወደ ሰማይ የማቆም ሀይል አለው አሁን ነፋሱና እንደዛ የሚፈጠርበት ጊዜ አለ እንግዲህ ያን ጊዜ እንግዲህ የአውሎ ነፋስ የሚገባ አቧራውን ሰብሰብ አርግቶት በሚንቀሳቀስበት ጊዜ ትልቅ የሆነ የአየር ብክለት ይፈጠራል ማለት ነው ምክንያቱም ያ የቡድን አቧራ በሚገባ በአየር ውስጥ ይሰራጫል እና ይሰራጭ ደግሞ እዛ አቅራቢያ ለምሳሌ ከሆነ እኛ በማናየው መንገድ ወይም ደግሞ በጥቃቅን የአቧራ ክምችቶች አይናችንን አይናችን ውስጥ ቆሻሻ ይገባል እኛ በደንብ ባልተረዳንበት መንገድ ማለት ነው እና ያን ጊዜ በሚገባ እኛ አናውቅም ምክንያቱም በደንብ አይታይም አቧራው አይነቱና ከአየር ጋር ከመመዋሐዱ የተነሣና ንፋስ ነው ወዲህ ነው ወዲህ ይዞት የሚ ሄደውና ከዚህም ጋር ተያይዞ እንግዲህ በአፍንጫችን የተለያዩ የቆሻሻ አይነቶች ይገባሉ በደንብ የማይታዩ ቆሻሻ አይነቶች ማለት ነው እና ከዛ ጋር ተይዞ እኛ ሳናውቀው አይናችን የሆነ እንደመቁርቁር ስሜት ይሰማናል እና ቶሎ ምንድነው ብለን አሸታ አሸታ አሸት እናደርገዋለን አይናችንን እንግዲህ ያን ጊዜ እነኛ አቧራዎችን ሰብስበን ወደ ማስቀመጫ ክፍል እንደመውሰድ ማለት ነው ምክንያቱም አይናችን ውስጥ እንግዲህ ቆሻሻ ሲገባ አሸት አሸት ስናደርገው አንደኛ አይናችንን በጣም እንጎዳዋለን ሁለተኛ ደግሞ ያ አቧራ በቀላሉ እዛው አይናችን ውስጥ እንዲደበቅ እንፈቅድለታለን ማለት ነው በእጃችን አሸነው ማለት እና ከዚህ ጋር ተያይዞ እንግዲህ አቧራ ትልቅ የሆነ ባልታወቀ መንገድ እኛን ሊበክል ይችላል ማለት ነው እንዲሁም ደግሞ እዛው ያ የንፋስ ሂደት በቂያችን አቅራቢያ ከሆነ በቤታችን አቅራቢያ ከሆነ አጋጣሚ መስኮት ክፍት ይሆናል በር ክፍት ይሆናል እና በዛ ጊዜ በዛ በመስኮትና በበር ይገባልና ለምሳሌ በተለያዩ ሁኔታዎች ምግብ ቢቀርቡ እነኛ ምግቦች በዛ በኩል በመግባት በሚገባ የሚበክልበት ሂደት አለና ምግቡ በጣም ይበከላልና ከዚህ ጋር ተያይዞ እንግዲህ ጥንቃቄ ማድረግ አለብን ያንን የተበከለ ምግብ እንግዲህ ስንበላ ያው ለምሳሌ ወደ ላይ ሊለን ይችላል ወይን እንታመም ይችላል ወይን ተቅማጥ ሊይዘን ይችላል እና የግል ንጽህናችን እኛ በሚገባ ጠብቀን ግን ባላወቅነው መንገድ የ አቧራ ሁኔታ በጣም እኛ ላይ ጉዳት ላይ ደርሼ አለ እንዲሁም ደግሞ እንግዲህ አቧራ በሚበዛበት ጊዜ የተለያዩ የዝንብ አይነቶች ይኖራሉ እና ዝንብ እንግዲህ የተለያየ ነገር ቆሻሻ ነክታ ትመጣለችና እንዲሁ ደግሞ አቧራ ሲበዛ የተለያየ አቧራዎች ላይ በምታርፉበት ጊዜ ያ አቧራ እኛ የምንበላው ምግብ ላይ እሷ ይዘው በቀላሉ ዝምቧ ትመጣለች እና በቀላሉ ያ ምግብ ሊነካ ይችላል በአቧራ እና ወይም ደግሞ በተለያዩ ቆሻሾችን ቆሻሻን አንድ ላይ ተገናኝቶ ያ ያ ምግብ ሊ ሊበከልብን ይችላል እና ይሄም አንድ ጥንቃቄ ያስፈልገዋል ለማለት ያህል ነው ይሄን ይመስላል

የምትወደው አትክልት ምንድነው የሚል ጥያቄ? እንግዲህ ያው የምወደው አትክልት እንግዲህ። ብዙ አይነት አትክልቶች አሉ በሀገራችን የሚመረቱ በሀገራችን ምድር ላይ የሚመረቱ እና እንዲሁም በእኛ አካባቢ የሚመረጡ አትክልቶች አሉና እንግዲህ። የሚመቹኝ አሉ አትክልቶች አሉ እንደ አጠቃላይ እንግዲህ የምት የምትወደው አትክልት ምንድነው የሚለው ብዙ አይነት አትክልቶችን እወዳለሁ በጣም ብዙ የሚመቹኝ አትክልቶች አሉ እና። እንግዲህ ስመለከተው አቮጋዶ ደስ ይለኛል ማንጎ እንዲሁም ደግሞ ሙዝ ፓፓያ እንዲሁ ደግሞ አፕል እንዲሁም ደግሞ ብዙ አይነት ኧራ አሉ የተወሰኑትን ረስስቻቸው ነው እንጂ እንዲሁ ደግሞ ሙዝ አለ። እና ታዛሚሮ አለ እንዲሁም ደግሞ የተለያዩ ለምሳሌ ከጓሮ አትክልቶች ደግሞ ስንመለከት ቲማቲም አለ ቃሪያ አለ ነጭ ሽንኩርት አለ ቀይ ሽንኩርት አለ እንዲሁ ደግሞ ሰላጣ አለ። እንዲሁም ባሮ ሽንኩርት የሚባል አለ እንዲሁም ደግሞ ይሄ ቀይ ስር ካሮት የምንለው አለ እና እነኚህ የአትክልት አይነቶች በጣም ደስ የሚሉኝና እንዲሁም ደግሞ ለሰው ልጅ በጣም ለጤናው ተስማሚ የሆኑ አትክልት አይነቶች ናቸው። እና በጣም ልዩ ልዩ የራሳቸው የሆነ የፕሮቲን ወይም ደግሞ የ ትልቅ የሆነ የኢንዛይም ወይም ደግሞ የተለያየ የሰውነትን ሊገነባ የሚችል አቅም አላቸውና ወይም ደግሞ በጣም በውስጣቸው የያዙት ሚኒራል በጣም ትልቅ ነውና። በብዙ መንገድ ማየት እንችላለን ለምሳሌ ያክል ትንሿን እንኳን ስናይ ለምሳሌ ካሮትን ስናይ እንግዲህ ካሮት ትልቅ የሆነ ለአይን ጥራታችን በሚገባ ጥሩ የሚባል የአይን ጥራት እንዲኖረን ይረዳናል ማለት ነው። ካሮትን ስንበላ እንግዲህ በትንሿ እንኳን ካሮትን ስንመለከት እንግዲህ ይሄን ያህል ጥቅም አለው ማለት ነው። እንግዲህ አይን ማለት በጣም ትልቅ ነገር ነው እና እንግዲህ ትንሿን በጓሮአችን የተለያዩ ባልዲዎችን እንኳን ጓሮ እንኳን ባይኖረን የተለያዩ ባልዲ ምናምኖችን የተለያዩ የቃሰባሪዎችን አፈር ሞልተን እዛ ውስጥ ይቺን ካሮት እንግዲህ በደንብ ማምረት እንችላለን ማለት ነው። ለቤታችን እንችላለን እና እንደዚሁም ደግሞ እነኛ አታክልቶች በይበለጦቹ ምንም አይነት ኬሚካል አይረጩም። በጥቂቱ ነው እንጂ የሚረጩ ለምሳሌ ሽንኩርት ቲማቲም የምንላቸው ናቸው በጣም የሚረጩት እና እነሱ ናቸው እንጂ ሌሎቹ ምንም አይነት ኬሚካል አይረጩም እና ይሄ ደግሞ በጣም ጥሩ የሆነ ኦርጋኒክ የሆነ ምግብ ነው የምንመገበው ማለት ነው። እና ከዚህ ጋር ተያይዞ ትልቅ የሆነ የ የምግብ ዘርፍ ወይም ደግሞ የምግብ የምናገኝበት ሂደት አለ እና እንዲሁም ደግሞ ጤናችንን በደንብ የምንጠብቅበት በየጊዜው ምንበላቸውን ምግቦችን የማንሰለችበት አንዱ እንግዲህ ምክንያት በጣም ለሰው ልጅ ተስማሚ መሆናቸውን በደንብ የምንረዳበት ሂደት አለና። ከዚሁ ጋርም ደግሞ መለስ ብለን ለምሳሌ አብካዶ ብናይ እንግዲህ አብካዶ የሰባት እንቁላል ያህል አንዱ አብካዶ ይወክላል ይባላል እና እንግዲህ ይሄ ማለት በጣም በጣም እንግዲህ ከግምት ውስጥ ሲገባ በጣም ትልቅ የሆነ አቅም እንዳለው ነው አብካዶን የምናየው ማለት ነው። ምክንያቱም ትልቅ የሆነ የሀይልና ኢነርጂ ጉልበት የሚሰጠን ነው ማለት ነው አብካዶ እና እያንዳንዱ አታክልት የየራሳቸው ድርሻ አላቸው ማለት ነው። እንግዲህ አታክልቶቹ ለምሳሌ ሙዝን እንኳን ስንመለከት አይደለም የሚበላው ቀርቶ ልጣጩ ልጣጩ ላይ እንኳን ያለው ይሄ እንደ ቃጫ የሚመስለው ነገር ከልጣጩ ላይ ላጥ የምናደርገው ነገር ክፍል ክፍል ያለው ነገር እሱ እንኳን እሱን በሚገባ አንድ ቦታ ሰብስበን ራሱ ቤታችንን ዝም ብለን አስሬ ብናሽበት ማለት ነው። ትልቅ የሆነ ጥቅም አለው እንዲሁም ደግሞ ጥርሳችን ላይ እንደውም ዋነኛው ጥርሳችን ላይ ነው ጥርሳችንን በሱ በደንብ ብንፈትክበትና ጥሩ አርግተን እንትን ብንለው በጣም ጥርሳችን ወተት የሚመስልበት ሁኔታ አለና የበለዙ ጥርሶችን ያስተካክላል ማለት ነው። እንኳን የሚበላው ምግብ ይቅርና የሚበላውማ በጣም ትላልቅ ጥቅም አላቸው እና ብዙ ሰዎች እንግዲህ የስጋ ከመብላት ይልቅ እኔ ስጋ ስበላ ያመኛል የሚሉ ሰዎችን እንሰማለን እና እኔ አታክልቴ ይሻለኛል ይሄን ይሄን ይሄን ግዛ ድንቹን ጥቅል ጎመኑን ቃይ ስሩን እንደዚህ እንደዚህ ያለውን ግዛልኝና ና እኔ እሱን ነው የምመገበው የሚሉ ሰዎች በጣም ብዙ በርክተዋልና። እንግዲህ ምን ያህል ጥቅም እንዳለው መመልከት እንችላለን ማለት ነው እንደ አጠቃላይ እና ይሄን ይመስላል

ሃይማኖታዊ ግብር ታከብራለህ ይላል ያው ሃይማኖታዊ በዓላትን ታከብራለህ ለማለት ይመስለኛል? እና እንግዲህ በሚገባ አከብራለሁ እንግዲህ ከእምነቴ ጋርም ተያይዞ ትልቅ የሆነ የ በሀገራችን የሚከበር የኦርቶዶክስ ተዋህዶ እምነት በሚገባ የሚከበርበት ሂደት አለና። እንግዲህ ትልቅ የሆነ የሃይማኖታዊ የማከብርበት ሂደት አለና ትልቁ እንግዲህ የማከብረው የመጀመሪያው እንግዲህ የተለያዩ የበአል አይነቶች ቢኖሩም እንግዲህ ይሄ የመጀመሪያው ተለያዩ ለምሳሌ ስንመለከት እንደ ጥምቀት ያሉ እንደ ገና እንደ ፋሲካ እንደ እንቁጣጣሽ ያሉ እንዲሁ ደግሞ እንደ ቡሄ ያሉ እንግዲህ በሀገራችን ትልቅ የሆነ በረከት የምናገኝበት ሂደት አለ። እንዲሁ ደግሞ የመስቀል የምንለው እንግዲህ ብዙ አይነት በዓላት አሉና እነኚህ እነኚህ በዓላት ሲደርሱ በሚገባ የማከብርበት ሂደት አለ። እንዲሁም ደግሞ ንግስ የማነግስበት በአመት አንዴ ክብረ በዓል የሚከበርበት ሂደት አለና። እነኚህ እነኚህ ንግሶችና ትልቅ በሆነ ድምቀት ትልቅ በሆነ የአስተሳሰብ ትልቅ የሆነ የአመለካከት ሂደት ወይም ደግሞ የአመለካከት መልካም አይምሮን ይዤ በሚገባ ወደ ንግስ የሚሄድበት ሁኔታ አለ። ወይም ደግሞ ወደ ሃይማኖታዊ ስርዓት የሚሄድበት አለ። እንዲሁም ደግሞ በተቻለኝ መጠን ሃይማኖታዊ ቤታዎች ቦታዎች እሄዳለሁ ለምሳሌ ቤተክርስቲያን የሚሄድበት ሂደት አለ እና ያንን የማደርገው እንግዲህ ያው ከፈጣሪ ጋር ለመገናኘት ነው። በጊዜ በአለም በመጣበብ ሁኔታ ባልሄድም በተወሰነ ጊዜ ነው የሚሄደው እና ይህንን ደግሞ ከግ ትንሽ ጊዜ በኋላ የሱ ፈቃድ ሆኖ በሚገባ በየጊዜው እየሄድኩ የፈጠረኝን አምላክ በደንብ ማመስገን እፈልጋለሁ። እና እንዲሁ ደግሞ ትልቅ የሆነ የመንፈሳዊ ቁርኝት ሊኖረኝ እፈልጋለሁ እና ትልቅ የሆነ መልካም ስራን መስራት እንዲሁም ደግሞ ከሰዎች ጋርም ያለኝን ግንኙነት በጣም ማስተካከል እፈልጋለሁ። ከ ፍ ከ ከ ስራ ጋር ባለው ሁኔታ ወይም ደግሞ ከተለያየ ከማህበራዊ ግንኙነት ጋር ካለው ነገር ጋር በጣም ትዕግስት እንዲኖረኝ እፈልጋለሁ። ባለኝ ትዕግስት ላይ እና ትልቅ የሆነ የሃይማኖት ስርዓትም የማከብርበት ሁኔታ አለና እንግዲህ እንዳልኩት ትልቅ አካባቢ ይከበራል። እና እንግዲህ ለምሳሌ ያክል እንግዲህ አሁን ጥምቀትን ስንመለከት ከፊታችን ከትንሽ ጊዜ በኋላ ይከበራል ጥር አስራ አንድ አካባቢ ላይ ይከበራል በኢትዮጵያ አቆጣጠር እና እንግዲህ ይሄንን ስንመለከት በጣም ብዙ ህዝብ የሚወጣበት ብዙ ማህበረሰብ የሚወጣበት ነው እንዲሁ ደግሞ በጣም የሚያከብሩበት በዓሉን የሚያከብሩበት ድባቡ ራሱ በጣም ለየት ያለ ነው ማለት ነው። ምክንያቱም ያ የሚሆንበት ምክንያት በጣም ትልቅ የሆነ ክብረ በዓል እንደመሆኑ መጠን እንግዲህ በዚህ በኦርቶዶክስ እምነት የሚከተሉ በጣም ብዙ አማኞች እንደመኖራቸው መጠን እንግዲህ በሚገባ ይህንን በዓል ለመታደም ከብዙ ሀገራት አቋርጠው የሚመጡ አሉ። እና እንዲሁም ያለውን ማህበረሰብ በጣም ከፍተኛ ሁኔታ የሚያከብርበት ሂደት አለና ትልቅ የሆነ የ አክ የበአል አካባበር ሂደት አለና እንዲሁም ደግሞ የሃይማኖታዊ ግብር ታከብራለህ የሚለው በሚገባ አከብራለሁ ማለት ነው። እንግዲህ እንደ አጠቃላይ ትልቅ የሆነ የሀገራችን ውስጥ ክብረ በዓል የሚከበሩ እንዲሁም ደግሞ በተለያዩ ለምሳሌ ብንመለከት መስቀልንም ብንመለከት በጣም ደስ የሚል ደስ የሚል መስቀል በዓል ነው። እንግዲህ በወይ ተለያየ የአለም ሀገራትም ከተለያዩ ቦታዎች መጥተው የሚያከብሩት ነው ማለት ነው። እንዲሁም ደግሞ የ ላሊበላ ውቅር አብያተክርስቲያናትም እዛ ቦታ ላይም የሚከበር ትልቅ የሆነ የበአል ሂደት አለ። እና ለምሳሌ በ በጥምቀት ጊዜ በደንብ ይከበራል እና እንዲሁም ደግሞ በዩኒስኮ በአለም ቅርስነት የተመዘገበ ትልቅ የሆነ የ የቤተክርስቲያን አይነት ነው ማለት ነው። ወይም ደግሞ ትልቅ የሆነ ቦታ ነው በጣም ደስ የሚል ደስ የሚያሰኝ ቦታ ነው ታሪካዊ ቦታ ነው። እና እንደዚህ ያሉ ቦታዎች እንግዲህ በጣም ብዙ ቦታዎች አሉና እንግዲህ በአጠቃላይ ሃይማኖታዊ በዓሎችን በደንብ አከብራለሁ ማለት ነው። እንግዲህ ጥሩ የሆነ ጥያቄ ነው ደስ የሚል ሂደት አለውና በሚገባ እንዳልኩት እንግዲህ አከብራለሁ ማለት ነው። እንደ አጠቃላይ ይህን ይመስላል እንግዲህ የበአል አከባበሬ

ጫጫታ ታገኝበት ትችላለህ የሚል ነው። እንግዲህ ጫጫታ ትወዳለህ ወይም ደግሞ ጫጫታ እንግዲህ የተለያዩ የሰዎች ግርግር ሊሆን ይችላል። እንዲሁም ደግሞ ጫጫታ ያለበት ቦታ ጫጫታ ትወዳለህ ሚል ጥያቄ ይመስለኛል። እና እንግዲህ ጫጫታ ትገኝ ታገኝበት ትችላለህ ይላል እንግዲህ ጥያቄ እንግዲህ ጫጫታን ስንመለከት በተለያየ ሁኔታ ሰዎች የሚጫጩበት ሂደት አለ። እንዲሁም ደግሞ ሰዎች የማይግባቡበት ሂደት አለና የተለያየ ንትርክ የሚኖርበት ሂደት አለ። እንግዲህ ከማህበረሰቡ ጋር ተያይዞ ትልቅ የሆነ አጋጣሚ የተለያዩ ጥያቄዎች ይነሳሉ እና ያ ጥያቄዎች መልስ ላያገኙበት የሚችሉበት ሂደት አለ። እና በዛ ጊዜ ትልቅ የሆነ ሰጣ ገባ እንዲሁም ደግሞ ምንም አይነት ለምሳሌ የሆነ ስብሰባ ኑሮ ሊሆን ይችላል። እና ያን ስብሰባ ከማዳመጥ ይልቅ በጣም ብዙ አይነት ጉርምርታ የሚሰማበት አለና አንዱ አንዱን የማይሰማበት የተለያየ ሁሉም የየራሱን የመሰለውን የሚናገርበት ሂደት አንዳንዴ ይፈጠራል። እና ይሄ ነው እንግዲህ ጫጫታ ልንለው የምንችለው ማለት ነው። እንዲሁም ደግሞ በቤተሰብ ውስጥ ራሱ አንድ የማይግባባ ቤተሰብ አንዱ አንዱ ሲናገር አንዱ አንዱ ይናገራል እና መደማመጥ የሚባል ነገር የሌለበትም ቤተሰብ ይኖራል። እና እንግዲህ ጫጫታን በጣም የሚደብሬ ነገር ነው። በአጠቃላይ ደግሞ ጫጫታ ያለበትን ቦታ እንዲሁም መሆንም ጨጫታ ያለበትን ቦታ መቀመጥም ደስ አይለኝም ማለት ነው። በተቻለ መጠን የተረጋጋ ቦታ መሆን ነው የምፈልገው ረጋ ያለ ቦታ ሲሆን ብዙ ነገርን ለማሰብም ሆነ ብዙ ነገር ለመተግበር ይጠቅማልና። ረጋ ያለ ቦታውን ደግሞ ብዙ ጫጫታ የሌለበት ቦታ ከዚህ ጋር ተያይዞ ትልቅ የሆነ ድንቃቄ የሚደረግበት ሂደት መኖር አለበት ማለት ነው። እንደ አጠቃላይ እና ጫጫታ ያለበት ቦታ እንግዲህ ምንም ጥቅም የሚገኝ ነገር አለ ብዬ አላስብም። ምክንያቱም ለሌባ ነው እንጂ አያት ያለበት ቦታ የሚመቸው ለሰራተኛና ለጎበዝ ለታታሪ ምንም አይጠቅምም ምክንያቱም ሌባ እንግዲህ ጫጫታ ምናምን ሲኖር ሰዎች የተለያየ አስተሳሰብ ሂደታቸውን ወደዛ ወደ የሚጋጩበት ነገር ወይም ደግሞ ወደ አልተግባቡበት ነገር አይምሯቸው ወደዛ ሲሰረቅ በቀላሉ ሌባ ደግሞ ቀስ ብሎ ወደ ኪሳራ ወደ ማውለቅ የሚገባበት ሂደት ይኖራል። እና ይሄ እንግዲህ እንዳልኩት ለ በሚገባ ራሱን የሚያውቅ ሰው ወይም ደግሞ ራሱን ገስጾ የሚኖር ሰው እንደዚህ አይነት ጫጫታ ቦታዎች ላይ አይቆይም ወይም ደግሞ አይኖርም ማለት ነው። እንዲሁም እንግዲህ በሀገራችን የተለያዩ ቦታዎች እንግዲህ ለምሳሌ ማታ ማታ ጭፈራ ቤቶች አሉ እንግዲህ ጫጫታ ስንመለከት በጣም ለጆሮ የሚዘገንን የድምጽ ሂደት ይኖረዋል እና ከዚህ ጋም ይዞ እንግዲህ ትላልቅ እንደዚሁም የጭፈራ ቤቶችም ሰዎች እስከ ለሊቱ ሰባ ስምንት ሰዓት ሊቆዩ የሚችሉበት ሂደት ይኖራል። እና ሙዚቃው ተከፍቶ የሰው ጫጫታ ምንም ሊሰማኝ ሊሰማ በማይችልበት መንገድ አስጠልይ የሚባል ባህሪ ወይም ደግሞ አስጠልይ የሆነ እይታን የሚያተርፉ ሰዎች አሉ እና ይሄ በጣም ደባሪ ነገር ነው። እኔ እንደምረዳው እና አጠቃላይ ጫጫታ ያለበትም ሆነ እንደዚህ ፈጣን ግርግር የበዛበት እንክንክ የሚባሉ ቦታዎች ላይ እንደዚህ አይነት ቦታዎች ላይ መሄድም መቆየትም አልፈልግም። እና በተወሰነ መንገድ የተረጋጋ ቦታ ላይ የተረጋጋ አካባቢ ላይ መቆየት ነው የፈለገው ለዛ ያለው ነገር የጨዋታም አይነት ቢሆን እዛ ያለው ነገር ሲሆን ደስ ይላል እና እንግዲህ ከዚህ ጋር ተያይዞ የምመለከተው ማለት ነው። እና እንደ አጠቃላይ እንግዲህ ጫጫታ ጫጫታን ተመልክቶ ወይም ደግሞ ጫጫታን አስመልክተን ጫጫታ ታገኛለህ ታገኝበት ትችላለህ የሚለው እንግዲህ ያው ታገኝ ጫጫታን ላገኝበት የሚችልበት መንገድ እንዳልኩት በተለያዩ ቦታዎች ይጫጫታ ይኖራል እና ከዚህ ቦታ ደግሞ ራስህን ማግለል ትልቅ ነገር ነው ብዬ አስባለሁ። እና ለማይጠቅም ነገር የዚህ ያህል ግርግር ማብዛት አያስፈልግም ብዬ አስባለሁ እንደኔ ማለት ነው። ርብሳሬ ጭፈራ ቤት ቢኬድ የተለያዩ መጠጦችን እየተጠጡ እንደውም ራስህን እስከመጣስ ደርሶ እስከ መሳት ደርሶ በዛ ለሊት የሆነ የተለያየ አይምሮ ጋር የሚያጣላ ነገር አብሮን የሚኖር ስህተትን ልንሰራ የምንችልበት ሂደት ይኖራል። እና ከዚህ ከዚህ ነገር በሚገባ በተለይ ወጣቱ ክፍል መቆጠብ ይኖርበታል ብዬ አስባለሁ እንደውም አሁን ላይ ወጣቱ ክፍል ነው። እንዲህ አይነት ቦታዎችን የሚገኘው እና እንግዲህ ይሄ ነገር ትልቅ ስህተት የሚሆንበት ጊዜ አለ እና ብልጦች ያወቁ በሚገባ የተረዱ ከዚህ ሁኔታዎች የሚወጡ ሰዎች አሉ። እና እንደ አጠቃላይ እንግዲህ ይሄንን መጠንቀቅ ይኖርብናል ብዬ አስባለሁ ይሄን ይመስላል

ታሪክ መንገር ትወዳለህ የሚል ጥያቄ ነው? እንግዲህ ታሪክ መንገድ እንግዲህ በጣም ጥሩ ነገር እና ጥሩ በሚባል ሂደት ውስጥ የሚካተት ነው ብዬ አስባለሁ። እንግዲህ ታሪክ መንገር እንግዲህ የተለያዩ በሀገራችን ታሪኮች አሉ እንዲሁም በአካባቢያችን በማህበረሰባችን ትላልቅ የሚባሉ በታሪክ አባቶች ወይም ደግሞ የታሪክ ባለሙያዎች አሉ እንዲሁም ደግሞ የታሪክ የሰሩ ወይም ደግሞ ጀብድ የሰሩ ሰዎች አሉ እንዲሁም ደግሞ በሀገራችን ትልቅ የሆነ ድንቅ የሆነ ታሪክን የፈጸሙ ሰዎች አሉና። እንግዲህ በጣም በብዙ መንገድ ታሪክን በጣም የመሰከሩ ወይም ደግሞ ታሪክን በታሪክ በስ ብቻ ሳይሆን ታሪክን ታሪክ አድርግተው ያለፉ ሰዎች በጣም በብዙ ሁሉ በሀገራችን እና ለምሳሌ በተለያዩ ጦርነት ጊዜ እና በጣም ብዙ ታሪኮችን ሰርተው የተሰዉበት ለሀገራቸው ብሎ የተሰው በጣም ብዙ ጀግኖች አሉና እንግዲህ ታሪክ መናገር ትወዳለህ የሚለው ጥያቄ በሚገባ ደስ ይለኛል የማውቀውን ታሪክ መናገር ደስ ይለኛል። እንግዲህ ያው እኔ እንግዲህ የተለያዩ ታሪኮችን ለምሳሌ ከተለያዩ መጽሐፎች የሚመለከትበት ወይም ደግሞ በተዳዩ መጽሐፎችን አንብቤ ታሪክ የሚይዝበት ሂደት እና እንዲሁ ደግሞ ለማያውቁ ሰዎች በጣም በደንብ ሲማስረዳበት ሂደት አለ። እንዲሁም ደግሞ ከመጻፍ ውጪ ትላልቅ አባቶች እንዲህ የተለያዩ ታሪኮችን ያውቃሉ ምክንያቱም በእነሱ ጊዜ የተለያየ ነገር ስለሚሽፈጠር ወይም ደግሞ የተለያየ ታሪኮች በሚገባ ስለሚኖሩ ወይም ደግሞ ስለሚፈጠሩ በዛ ጊዜ ላይ ትልቅ የሆነ ታሪክ። ሰሩ ሰዎችን እከሌ እከሌ የሚባል በዚህ በዚህ ቦታ ትልቅ የሆነ የሚሰራው ስራ ወይም ደግሞ እንደዚህ እንደዚህ ብሎ ለምሳሌ የተለያዩ ወራሪ ሀይሎች ሲመጡ እከሌ እከር የሚባል ሰው በዚህ ቦታ ሄዶ እንደዚህ እያርግቶ እነኛን ወራሪ ሀይሎችን እንደዚህ አስለመሰበት ሁኔታ ይኖራል እንደዚህ እንደዚህ የሚሉ ታሪኮችን እንግዲህ ከትላልቅ ሰዎች በጣም ታሪክ እሰማለሁ ማለት ነው። እና እንግዲህ ከተለያዩ ከጦርነት ጋር ተያይዞ ሳይሆን ከጦርነት ጋር ተያይዞ ብቻ ሳይሆን ታሪክ እንግዲህ የሚነገረው ወይም ደግሞ ታሪክም ያለው አጠቃላይ በጣም በሚገርም ሁኔታ ለምሳሌ በስፖርቱ አለም ታሪክ አለ እንዲሁም ደግሞ በአትሌቲክሱ አለም ትልቅ የሆነ ታሪክ አለ። እንዲሁም ደግሞ በአርቱ አለም ትልቅ የሆነ ታሪክ ሰርተው የሚያልፉ ሰዎች አሉ እንዲሁም ደግሞ ለምሳሌ በዜና የሚያቀርቡ በጋዜጠኛ አማካይ በጋዜጠኛ በኩል ትልቅ ታሪክ አለ እንዲሁም ደግሞ በተለያዩ በኮረኔሮች በኮለኔሮች ወይም ደግሞ በኮርኔርየሚባሉ የአመራር ቦታ ላይ ያሉ ሰዎችም እነዚህ እነዚህ ሰዎችም እንግዲህ ትልቅ ታሪክን ጀብድ ሰርተው ያለፉበት ሂደት አለ። እና እንግዲህ በብዙ መንገድ ማየት እንችላለን እንግዲህ የታሪክን አሻራጥረው ያለው ሰዎችን እንግዲህ እንደዚህ እንደዚህ ያሉ ታሪኮችን ለትናንሽ ለወንድሞች እህቶቻችን እንዲሁም ደግሞ ለማያውቁ በአጋጣሚ ታሪክን በደንብ የማያጠናጥኑ ሰዎችን በሚገባ እንደነሱ የማስረዳበት ሂደት አለና ወይም ደግሞ ያወቅኩትን ማሳወቅ ደስ ይለኛል ማለት ነው። ምክንያቱም ምንም እኔ የሚቀንስብኝ ነገር የለም። እንደውም እኔ ጋር ያለው ሁለት ለሌላ ሰው ሲተላለፍ ያ ሌላ ሰው ጋር የተላለፈው እውቀት ደግሞ ሌላ ሰው ጋር እየሄደ በጣም ብዙ ሂደቶችን የሚሄድበት ብዙ ያላወቁ ሰዎችን የሚያውቁበት ሂደት ይኖራል። እና እንዲሁም የሀገርን ታሪክም እንዲሁ አጠቃላይ ታሪክ አድርገን መመልከት እንችላለን እና በብዙ መንገድ ታሪክ ይገለጻል እንግዲህ ጥሩ የሰራ በጣም ይወደሳል ወይ ደግሞ ታሪኩ ይጻፋል እንዲሁ ደግሞ መልካም ስራ ሰርቶ ያለፈ እንዲሁ ደግሞ መጥፎ ስራ ሰርቶም ያለፈ እንዲሁ ታሪኩ ይነሳል ማለት ነው። እና እንግዲህ የሰው ልጅ ስራው አይሞትም የሚባለው እንግዲህ በጣም እውነት እንደሆነ በዚህ መረዳትና ማወቅ እንችላለን ብዬ አስባለሁ። እና እንግዲህ ታሪክን አስመልክቶ ትልቅ የሆነ ለሰው ልጅ ጥሩ የሚባል ነገር መጥፎ የሚባል ነገር አንድ ላይ ይዞ የሚመጣ ነገር ነው ብዬ አስባለሁ። ምክንያቱም ለምሳሌ የአንድ ወገን ወይም የአንድ ብሄር የአንድ ብሄርን ሰው በጣም ህዝብ በጣም የሆነ ጉዳት ቢደርስባቸው በዛን ጊዜ ሆነህ በተለያየ ስህተት ሰዎች ቢሰሩባቸው በእነሱ ላይ ከጊዜ በኋላ ደግሞ የሚመጣ ትውልድ ያን ታሪክ ሲሰማ እዛ ያን ያደረሰውን ደግሞ ብሄር የሚያጠቃበት ሁኔታ ይኖራል እና እንደዚህ እንደዚህ አይነት ጉዳዮች ይኖሩ እንግዲህ ስህተት የሚመጣበት ሂደት ይኖራል። እና ታሪክ ሊጎዳ የሚችልበት ሂደት አለ እንዲሁም ደግሞ ታሪክ ህዝብን ሊያጠናክር የሚችልበትም ሁኔታ አለ። እና

የምታስታውሰው ጥሩ መምህር አለ የሚል ጥያቄ ነው? እንግዲህ የማስታውሰው ጥሩ መምህር በጣም በጣም በጣም አለ ማለት ነው። በጣም ውስጤ ውስጤ የሚቀር መምህር አለ አሁን ድረስ ባገኘው ላመሰግነው የምፈልገው መምህር አለ። እና እንግዲህ ብዙ አይነት መምህራኖች ይኖራሉ በትምህርት ደረጃ የሚያስተምሩ እንዲሁም ደግሞ ትልቅ የሆነ የእውቀት ማማ የያዙ ወይም ደግሞ የእውቀትን ክህሎት በጣም የተላበሱ የማስረዳትን ክህሎት በደንብ የያዙ ሰዎች እንዲሁም ደግሞ ትልቅ የሆነ የእውቀት መረብን እየተቆጣጠሩ ማለት የሚቻል ሁኔታ አሉ ያሉ ሰዎች አሉና እንግዲህ እነኚህ እነኚህ አይነት ሰዎች አንደኛ እንግዲህ እኔ የማየው እውቀት በሚገባ ኖሯቸው የማስረዳት ክህሎት ያነሳቸው ሰዎችንም መምህራኖችንም ተመልክቻለሁ። እና ትምህርት በመማርበት ጊዜ ላይ በበተለይ ሁለተኛ ደረጃ ትምህርቴን ስማር በጣም ያየሁበት ሁኔታ አለና ጥሩ የጠቀመኝም ሂደት አለና እና ከዚህ ጋር ተያይዞ ነው እንግዲህ በጣም እውቀት ኖሯቸው በሚገባ የማስረዳት አቅም የሌላቸው የማስረዳት ክህሎት የማሳመን ክሎት ወይም ደግሞ ለሰዎች ሊገባ የሚችል ለተማሪዎች ሊገባ የሚችል የ አርዳድ ስልት የሌላቸውንም መምህራን አይቻለሁ። እንዲሁም ደግሞ በጣም እውቀት ያላቸው በጣም ጎበዝ የሆኑ በጣም ለሰው የሚራሩ እንዲሁም ደግሞ በጣም መልካም አስተሳሰብ ያለው መምህር በሚገባ በሚገባ ያስተማረኝ መምህር አንድ ይህ የኬሚ ስትሪ መምህር በጣም ከልቤ ደስ የሚለኝ ባለበት ሰላም ይኑር ደግሞ ሰላማዊ ህይወት ይኑር የምለው መምህር ነው። እና እንግዲህ ያይሄን መምህር በጣም የወደድኩበት ምክንያት አንደኛ በጣም ጎበዝ የሆነ መምህር ነው በጣም ትልቅ የሆነ እውቀት ያለው መምህር ነው እና እንዲሁም ደግሞ የሚያስተምርበት ሲያስማምር የማስተማር ሂደቱ በጣም ረቀቅ ያለ ጥበብ የተሞላበት እና ማንኛውም ሰነፍ የሚባል ተማሪ ራሱ በሱ ትምህርት ልዩ የሆነ እውቀትን የሚይዝበት ሂደት አለ እና የሚያስረዳበት መንገድ እንዲሁም ደግሞ የሚያስተምርበት መንገድ በጣም ትልቅ የሆነ መምህር ነው። እና ያው እንደ ሌሎች መምህር እንደ አጠቃላይ የተለያዩ መጽሐፎችን ይዞ ወደ ክላስ አይገባም የሆነ ፔፐር ነገር ወይም ደግሞ የሆነ ወረቀት ነገር ይይዛል የተወሰነ ነገር ያዝ ያደርግ እና እንዳለ አጠቃላይ መጽሐፉ ላይ ያለውን በሚባል ሁኔታ እንዲሁ ደግሞ የተለያዩ ሊጠቅሙ የሚችሉ በትምህርቱ ላይ ያሉ ነገሮች በጣም በጭንቅላቱ የሚናገርበት ሂደት ነው። እንደውም አንዳንድ ጊዜ ላይ በጣም እኔ መምህሩን የተመለከቱበት ነገር ምንድነው? በጣም ስማርት የሆነ ወይም ደግሞ በጣም ጎበዝ የሆነ መምህር እንደሆነ የተረዳሁት ሲያስተምር ወይም ደግሞ ገና ወደ ክላስ ሲገባ ተማሪ ያው ይታወቃልኝ እንግዲህ ተማሪ ሲኮን የተለያዩ ወሬ ምናምን ይወራል ቶሎ ዝም አይል መምህር እንደገባ ተማሪዎቹ ዝም አይሉም የተለያዩ ወሬዎችን እያወሩ ይቀጥላሉ እና ልክ እሱ ገባ ማለት በሚገባ ቀጥታ ተማሪው አወራም አላወራም የሚሰማው እየሰማው የማይሰማው ሳይሰማ ቀጥታ እሱ ዝም ብሎ እንደገባ ወደ ማስተማሩ ብቻ ነው የሚገባው። አንተ ዝንበል እንደዚሁ እንደዚሁ አይልምና በዚህ ሂደት ውስጥ እንደውም የሆነ ጊዜ የተፈጠረው ምንድነው? እነኛ የተለያዩ ወሬ የሚያወሩ የተለያየ የተማሪው ሹሹ የሚል በቃ የተለያየ ወሬ የሚያወሩ ተማሪዎች መምህሩ በሚገባበት ጊዜ ላይ እሱን ልክ እንደገባ በሚገባ እያስተማረ እያለን እኛ እያንዳንዱ ተማሪ የሚያወራ ተማሪ ነው የተወሰነው የሚሰማው አለ ወይም ደግሞ መምህሩን የሚያደምጥ አለ እና ከዚህ ጋር ተያይዞ እንግዲህ እነኛ የሚያወሩ ተማሪዎች ድንገት አይተውታል ሲገባና ግን መምህሩ ቀጥታ ማስተማር ብቻ ነው እንደገባ ምንም አይነት ንግግር አያደርግም እና በጣም የሚገርም መምህር ነው። እና ልክ መለስ ሲሉ እና ዝም ሲሉ አስተማሪው እያወራ ነው ቀጥታ ትምህርቱ ገብቷል በሚገባ ወደ ሶስት አራት ደቂቃ ሆኖታል ወደ ትምህርቱ ከገባና በጣም ተማሪዎቹ አፍረው በጣም ተደናግጠው ከዛ ጊዜ ጀምሮ እንደው መምህሩን ሄደው ይቅርታ ጠይቀው ምናምን መምህሩ ደግሞ ምንም ችግር የለውም አረ ምናምን ብሎ ቀለል አድርጎ ተወው አሳለፈው እና በዚህ ልክ የሚያስተምር መምህር እኔ የትኛውም ቦታ አላየውም ማለት ነው። ምክንያቱም የሆነ ድምጽ እንኳን ሲሰማ አንድ መምህር ዝም በሉ ይላል ያው ይሄ ማለት እውነተኛ ትክክለኛነቱ ተማሪ በሚገባ እንዲረዳ ነውና ሆኖም ግን የዚህ መምህር ደግሞ በጣም ይለያል። እና ከዛ ጊዜ ጀምሮ መምህሩ ገባ ማለት አንድ ተማሪ አያወራም እሱ ምንም ሳይናገር እና አንዳንዴ ዝምታ ራሱ በጣም ትልቅ ሀይል እንዳለው በዚህ መምህር ተረድርቻለሁ እና ደግሞ የማስተማር ክህሎቱን ልዩ የሆነ መምህር ነው። እና እንግዲህ ብዙ አይነት መምህር በሀገራችንም እንዲሁ ይኖራሉ ብዬ አስባለሁ ያው ይሄንን ለመጥቀስ ያህል ነውና እንዲሁ ደግሞ ብዙ መምህራኖች እንግዲህ ጥበብ ያላቸው መምህራኖች ወደፊትም ይኖራሉ አሁንም አሉ ማለት ነው። ይሄን ይመስላል አጠቃላይ

የእቃ ቁጥጥር ታደርጋለህ የሚል ጥያቄ ተጠይቄያለሁ እንግዲህ የእቃ ቁጥጥር ታደርጋለህ የሚለው በሚገባ የእቃ ቁጥጥር አደርጋለሁ ማለት ነው። ለምሳሌ በትንሹ እንኳን ስንመለከት ቤት ውስጥ ያሉ የእቃ አይነቶችን በሚገባ ስለማውቃቸው እነሱን እኔ የምመለከትበት የ አንዳንድ ጊዜ ይኖራል እና የሆነ እቃ ለምሳሌ ሲጠፋ ወዴት ሄደ ብዬ ፈለግ ፈለግ የማደርግበት ሂደት አለ። እና እንዲሁም ደግሞ ከዚህም አለፍ ሲል እንግዲህ በስራ ቦታዬ ላይ ማለት ነው በሚገባ እቃ ቁጥጥር ወይም ደግሞ የእቃ ምልከታን በደንብ አደርጋለሁ። ምክንያቱም አንድ እቃ ጎደለ ማለት ለቢዝነስ ባለሙያ ትልቅ የሆነ ስህተት ነው ብዬ ነው የማስበው ምክንያቱም ያእቃ ዋጋው በጣም ከፍተኛ ሆኖ ወይም ደግሞ በጣም ኪሳራ የሚያመጣ ሆኖ ሳይሆን ጥንቃቄ በተሞላበት መንገድ የግድ መስራት አለበት ማለት ነው። አንድ የዚህ የ ወደ ተለያየ ስራ ላይ የተሰማራ ሰው እቃ ብቻ ሳይሆን የተለያዩ ለምሳሌ አገልግሎት የሚሰጥ ሰው ያን አገልግሎት የሚሰጥበትን ነገር ወይም ደግሞ በንግግር ብቻ ሊያደርግ የሚችል ከሆነ የተሳሳተ መረጃ ቢሰጠውም በጣም ትልቅ ስህተት ነው ብዬ ነው እኔ የማስበው። ምክንያቱም የነገ ሰዎቹን ነው የሚያጣው ወይም ደግሞ የነገ ስራውን ነው ራሱ ላይ ነው የበ የገነባውን ስም በቀላሉ የሚያፈርሰው ራሱን በራሱ እና ይሄ ይሄ ደግሞ በጣም ስህተት ነው ብዬ ነው የማስበው እና ከዚህ ጋር ተያይዞ ትልቅ የሆነ ጥንቃቄን ማድረግ ይኖርብናል ብዬ አስባለሁ። እንግዲህ ለምሳሌ የተለያዩ የንግድ ስራዎችን ለመመልከት ያህል ስሞክር የተለያዩ ነጋዴዎችን ሳይ የተለያዩ የስራ መስኮች ላይ የተሰማሩ ነጋዴዎችን ሳይ የሆነ ለተለያዩ ብሮች ምንም አይነት ጥንቃቄ የሚያደርጉበት ሂደትን አላየሁም። ለምሳሌ የተለያዩ የሚሰጡ ነገሮች ብሮችን እንደውም ገፍተር እያደረጉ የሚሰጡበት ሂደት አለ እና እንግዲህ ከጊዜ በኋላ ደግሞ እኔ ምንም አላተረፍኩም ምንም የጠቀመኝ ነገር የለም ይሄ ቢዝነስ እኔ ምንም አላዋጣኝም እያሉ የሚያማርሩበትንም ሂደት ተመልክቻለሁ እና ትልቁ እንግዲህ ስህተት እዚህ ጋር ነው ብዬ አስባለሁ። ምክንያቱም ትንሿን ብር ያላከበሩ ትልቁን ብር አናከብርም ማለት ነው እንዲሁም ደግሞ ትንሹን ስራ ያላከበሩ ትልቁን ስራ አናከብርም ማለት ነው። እንግዲህ ብር የምንለውን ደግሞ ወይም ደግሞ ገንዘብህ የሚመጣው ማለት ነው በመጀመሪያ እኛ ስንሰራ ነው እና እኛ ስንፈጥረው ነው ማለት ነው ገንዘብ ሊመጣ የሚችለው እና እኛ በፈጠርነው ስራ ስንሰራ ተከፋይ እንሆናለን እና ይሄንን ደግሞ ከግምት ውስጥ ከግንዛቤ ውስጥ አስገብቶ ትልቅ የሁለት ጥንቃቄ አርግቶ መስራት የራስ ሀላፊነት ነው ብዬ አስባለሁ። እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ ጥንቃቄን ማድረግ ይኖርብናል ብዬ አስባለሁ። ምክንያቱም ትንሿ ነገር ስጠፋ ዝም ካልን ቀስ በቀስ የተለያየ ልክ ሌባ እንደሚገባ አይነት የሚመስል ነገር ይኖረዋል እና ትንሿን ገንዘብ ስናጣ ወይም ደግሞ ትንሽ ኪሳራ ሲያጋጥመን በትንሿ እቃ ይቺ ቀላል ነገር ነች ቀጣዩን አስተካክላለሁ አካክሳለሁ ምናምን እያሉ በጊዜ ሂደት ያ ወደኋላ ወደኋላ ወደኋላ እያለ እየተዳከመ ይሄዳል። የምንሸጠውም ነገር ወይም ደግሞ አገል ግሎት የምንሰጠውም ነገር ቢሆን ለሰዎች ትክክለኛ መረጃን እና ትክክለኛ እውነተኛን የሆነ ሊያስኬዳቸው በሚች ለው መንገድ ካልነገርናቸው የተሳሳተ መንገድ ሄደው የተወሰነ ሄደው ሲመለሱ ቀጥተኛና ወቀሳ ላይ የሚጥሉበት ሂደት አለ። እኛ ትክክለኛ ግን መረጃ ከነገርናቸው እንደዚህ እንደዚህ አድርገህ ለምሳሌ የህግ ማማከር ስራ ላይ የተሰማራ ሰው ስለ ህጉ በደንብ አውቆ ይሄን ይሄን ይሄን ነገር በሚያውቀው ልክ ነው ማንኛውም ሰው ሰውን ሊያስረዳ የሚችለው እና ይሄን ይሄን አድርገህ በዚህ መንገድ ሄደህ እንደዚህ ማድረግ ትችላለህ። ተብሎ ያ ሰው ይሄዳልና እዛ አገልግሎት ሊወስድ የመጣው ሰው ከዛ በኋላ ተመልሶ የሚሄድበት ቦታ ላይ አርግባ ለው መሰረት ሳያደርግ መጥቶ ኧረ እንደዚህ ሆንኩ እንደዚህ እንደዚህ ቢል የሄድክበት መንገድ እንዴት እንዴት ነው? ብሎ ሲጠይቀው እንዲህ እንዲህ ሲል አንደኛ ከየትኛው ጥፋቱ እንደሆነ ይታወቃል ማለት ነው የትኛው ጥፋተኛ እንደሆነ በሚገባ ማወቅ ይቻላል። ሁለተኛ ደግሞ ከጥፋት ኝነቱም ባሻገር ይሄን ይሄን አሰ ማስተካከል ይኖርብሃል ትልቅ የሆነ ልታስተካክለው የሚገባው ነገር ስላለ ይሄንን መጀመሪያ ስታስተካክል ነው የተሻለ ክርክርም የምትገባው ሊለው ይችላል። እና ከዚህ ከዚህ ጋርም ተያይዞ ትልቅ የሆነ ጥንቃቄ የማድረግ ሀላፊነት አለብን ብዬ አስባለሁ። እና እንደ አጠቃላይ ስንመለከተው እንዴ እንግዲህ የእቃ ቁጥጥር ታደርጋለህ የሚለው በሚገባ አደርጋለሁ ስራ ብዬ እስኪያዝኩት ድረስ በጣም ጉልህ በሆነ መንገድ ይህን ስራ መስራት የመስራት ሀላፊነት አለብኝ። እና ትልቅ የሆነ ሀላፊነት ሲሰጠኝ ደግሞ ሀላፊነት ቦታ ላይ ራሳችንን ራሳችንን ስናስቀምጥ ጥንቃቄ በተሞላበት እና እውቀት በተሞላበት መንገድ እንዲሁም ብልሃት በተሞላበት መንገድ መሆን አለበት። ይህን ይመስላል።

አስተያየት መቀበል ትወዳለህ የሚል ጥያቄ ነው እንግዲህ አስተያየት በሚገባ እቀበላለሁ በጥሩ ሁኔታ እቀበላለሁ ማለት ነው። እንግዲህ ያ አስተያየት የማይቀበል ሰው። ከእኔ በላይ የሚያውቅ የለም እኔ ብቻ ነኝ አዋቂ የሚል ሰው ነው ብዬ ነው የማስበው እና። አስተያየትን መቀበል እንግዲህ ትልቅ የሆነ የእውቀት ደረጃን የሚገኝበት ሂደት አለ ማለት ነው። አስተያየት እንግዲህ በተለያየ ሁኔታ ሊሰጠን ይችላል። አንደኛ በስራችን ሊሆን ይችላል ሁለተኛ ደግሞ በአስተዳዳሪነት ሊሆን ይችላል ሶስተኛ ደግሞ በአሰሪ እና ሰራተኛ መሃል ያለውን እሰጥ አገባ የሚመለከት ሰው ሊሰጥን ይችላል። አስተያየት እና ማንኛውም አስተያየት ሲሰጠን ትክክለኛ እውነትም የኛ ጥፋት ከሆነ በሚገባ እሺ ተቀብያለሁ በጣም አመሰግናለሁ ድክመቴን ስላየህ ብለን። ወደፊት በሚገባ አስተካክዬ ደግሞ ተመልሰህ ስንመጣ ምን ያህል ልዩነት እንደፈጠርኩ በደንብ ታያለህ? በቀጣይ ስትመጣ ብለን በሚገባ አመስግነን መሸኘት አለብን። አስተያየት የሚሰጥንን ሰው ከእኛ ጥፋት ካለ እንዲሁም ደግሞ ከእኛ ጥፋት ከሌለ። የራሳቸው ደንበኛ። ጥፋት ከሆነ ደግሞ ያለውን እውነታ የሚገባህን ለዛ ለደንበኛ ነግሮ ከተመቸው ይመቸዋል ካልተመቸውም አልተመቸውም መቅረትም ከፈለገ ይቀራል ማለት ነው። ምክንያቱም አንድ የሚገነባ የተለያየ የቢዝነስ አይነት። ጥሩ የሆነ ስም እንዲኖረው ከተፈለገ ምንም አይነት ውሸት የተቀላቀለ ነገር እንደዚህ በቅናሽ እንደዚህ እንደዚህ ከማለት ይልቅ። ያለውን የቤቱን ህግ የሚገባ አውጥቶ የቤቱን ህግ ብቻ እያንዳንዱ ያከበረ ሰው ብቻ የሚጠቀምበት ሂደት ይኖራል። እና እንደዚህ አይነት ነገር ሲኖር ለምሳሌ ተበላሹ እቃዎች አጋጣሚ ሆኖ ቢወስዱ እንዲሁ የተሰባበሩ ነገሮችን እንዲገባ ቢወስዱ በሚገባ ሊመለስላቸው እንደሚችል እነሱ የሚመልሱ እንደሚችሉ ይሄን ይሄን በእምነት ነው በመተማመን። ስምን ከፍ ማድረግ ይቻላል። እና እንግዲህ ያው ብዙ ስራዎችን ሳይ ብዙ እንትኖችን ሳይ እንግዲህ። ሳይ መጀመሪያ ሊያደርጉ ደንበኛ ለምሳሌ ለመያዝ የሚጠቀሙበት አንደኛው መንገድ ለስራዬ አንዳንዴ ዋጋ የሚቀንሱበት ሂደት አለ ይሄ ደግሞ በጣም አስቸጋሪ ነው። ዋጋ ሲጨምር ይርቁናል ማለት ነው። እኛ ዋጋ ሲቀነስ የመጡ ደንበኞች እና ይሄን ይሄንን ከግንዛቤ መክተት ትልቅ የሆነ ሀላፊነት ነው ብዬ አስባለሁ። እኔ እንደ የምረዳው እና ከዚህ ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ ከሰዎች የሚሰጠን አስተያየት በሚገባ ተቀብነን የተሻለ አድርግተን ማስተካከል ይኖርብናል ማለት ነው። አንዳንዴ ደግሞ ትክክል ያልሆኑ አስተያየቶች እንዳልኩት ሲመጡ። በሚገባ ከተቀበለን ይቀበለናል ካልተቀበለን ደግሞ በዝምታ እናልፈዋለን ማለት ነው። ነገም ከነገወዲያም ወዲያም ደንበኛ ሲመጣ እንደዛው እኛ አንድ አይነት ነንና። ብሎ ከገዛ ይገዛል ከአስገዛም ደግሞ ተቶ እየይራሽ ይሄዳል ማለት ነው። ለዚያም ሽር ብሎ ይገዛል ማለት ነው የሚፈልገውን ነገር ይረከባል ማለት ነው። እና የትኛውም ስራ ላይ ስንሰማራ አቋም እንዲኖረን ሊኖረን ይገባል ማለት ነው። ምክንያቱም አቋም ሲኖረን በዛ በአቋም ላይ የሆነ ነገር ጭምር ጭምር እያደረግን የቀሩ ነገሮችን ልንሄድ እንችላለን እንጂ። ወደዚህ ሂድ ስንባል በሌላ ሰው አስተያየት ወደ ግራ ሂድ ሲለን ወደ ግራ ወደ ቀኝ ሂድ ሲለን ወደ ቀኝ መሄድ የለብንም። እና አንድ ወጥ የሆነ መንገድ ራሳችን አውጥተን ከዛ ሲቀጥል የሚወጡ ጥያቄዎችን እውነተኛ የሆኑትን እያስተካከለን እያነጽን እያነጽ ንበሚገባ ወደ አሰበው ደረጃ ለመሄድ ትልቅ የሆነ። መንገድ ለራሳችን እንፈጥራለን እና እንዲሁም ደግሞ ትልቅ የሆነ ለራሳችን አጥርህ የሚባል ነገር እንፈጥራለን ማለት ነው። እና ትልቅ የማይነቀነቅ የስራ መርህ እንዲዘን መንቀሳቀስ እንችላለን ማለት ነው። እንግዲህ ይህን ይመስላል ማለት ነው። አስተያየት መቀበል ትወዳለህ የሚለውን እንግዲህ ጥያቄ በዚህ ሁኔታ መልሼዋለሁ ብዬ አስባለሁና በሚገባ አስተያየት እቀበላለሁ። ማስተካከል ያለብኝንም በሚገባ አስተካክላለሁ ስህተት የሆነውን አርማለሁ ማለት ነው። እና አስተያየት ደግሞ በየትኛውም የስራ መስክ ላይ የተሰማራ ሰው አስተያየት ይሰጠዋል የተለያዩ እሱን ሊያደቁ የሚችሉ እሱን ሞራሉን ሊነኩ የሚችሉ ሊሆን ይችላል እሱን ሊያበረቱ ሊያበረቱ የሚችሉ ነገር ሊሆን ይችላል። እና ብዙ በጣም ብዙ የሚባሉ የአስተያየት አይነቶች ለሰዎች ይሰጣሉ። እና ብዙ ሰዎች አንዳንድ ዝም ብሎ ከሜዳ ተነስቶ አፉ እንዳመጣለትም የሚያወራ አለ። እንዲሁም በህሊናው ትልቅ ነገርን አስቦ የሚያወራን ሰው አለ። እና እያንዳንዱ ሰው እንደየአመለካከቱ ስለሚለያይ እንደዚህ ተናገረኝ ብሎ አስር የሱን ከማብሰልሰል ይልቅ ጥሩነቱን በጥሩ መጥፎነት

በመሬት ላይ መቀመጥ ትመቻ ትመቻለህ ይላል ይመችለህ ለማለት ይመስለኛል። በመሬት ላይ መቀመጥ ይመችሃል የሚል ጥያቄ ይመስለኛል። እና እንግዲህ በመሬት ላይ መቀመጥ እንግዲህ ደስ ይለኛል። በመሬት ላይ እንዲሁም ደግሞ በተለይ ሳር ያለበት ቦታ ላይ እንዲሁ መሬ ላይ ተኝቼ መንከባለል ራሱ ደስ ይለኛል። እንዲሁ ደግሞ ለጥ ማለት ደስ ይለኛል። የተመቻቸ መሬት ላይ ሆኜ እንደውም ለጥ ብዬ በጀርባዬ ተኝቼ ሰማይ ሰማዩን የማይበት ሂደት አለ። እና አንዳንዴ የዳመናው ያቀማመጥ ሂደት ግርም የሚለኝ ሂደት እና በጣም የምሰጥበት ሂደት አለ ማለት ነው እንግዲህ። እና መሬት ላይ መቀመጥ በጣም ደስ ይለኛል ማለት ነው። በተለይ በተለይ ሳር ያለበት ቦታ ላይ ሜዳ የሆነበት ቦታ ላይ መቀመጥ በጣም ደስ ይለኛል። እና ያው ከልጅነቴም ያደግኩት ገጠር ላይ እንደመሆኑ መጠን በጣም መንከባለል በየሳር ላይ ምናምን እንዲሁ በሜዳ ላይ መንከባለል በልጅነቴም ሳረገው ያደግኩት ስለሆነ ይመስለኛል አሁን ላይ ያው እዛ ቦታ ባለውንም በጣም ደስ ይለኛል ማለት ነው። ሜዳ ላይ መንከባለል ማለት ነው። እና እንግዲህ ያው በተለያየ ሁኔታ ለምሳሌ ከልጆች ጋር በልጅነቴ ስቃለድ ስንጫወት ስንታገል መሬት ላይ እንከባለናለን። እና ብዙ ጊዜን ያሳለፍንበት የልጅነት ጊዜ አለ። እና ከዛም አለፍ ብዬ ደግሞ አሁን ላይ ስመለከት ያው ሜዳ ላይ እንዲሁ አረፍ ማለት ወይም ደግሞ ውጭ ማለት ደስ ይለኛል። አሪፍ የሆነ ቦታ ላይ ማለት ነው። እና ትልቅ የሆነ ደስ የሚል ነገር ይኖረዋል። እና በተለይ ጠዋት ጠዋት መሬት ሜዳ ላይ ስቀመጥ ምንድነው በጣም መሬቱ ይቀዘቅዛል። እና በጣም ደስ የሚል ስሜት አለው ማለት ነው። ቅዝቃዜው ያው ካለሁበት ሁኔታ ጋር በጣም ቅዝቃዜ አይደለም፤ መካከለኛ ስለሆነ ያን ያህል ቅዝቃዜው ከባድ የሚባል አይደለም እና ቀለል ያለ ነው። እና ላይ ቁጭ ብሎ ከጓደኛ ጋር ማውራት እና የተለያዩ ወሬዎችን የተለያዩ የስራ ሀሳቦችን በሚገባ የምቀበልበት ወይም ደግሞ ብዬ የማወራበት ሂደት አለ ማለት ነው። እንግዲህ በመሬት እንግዲህ መንከባለልም ሆነ መጫወት እንግዲህ በህፃን ባለንበት ጊዜ በጣም ብዙ ልጆች ተሰብስበው የሚጫወቱበት ለምሳሌ ትምህርት ቤት አካባቢ ላይ ህፃናቶች በደንብ ቁጭ ብለው የሚንጫጩበት የሚጫወቱበት እንዲሁ ደግሞ ሜዳ ለሜዳ የሚባረሩበት እና የሚቦርቁበት ሂደት አለ እንዲሁ። እንግዲህ በመሬት ላይ ለምሳሌ ጥጆች ስናይ የከብት ጥጃ ወይም የእንስሳ ጥጃ ስንመለከት በደንብ የሚንከባለሉ የሚቦርቁበት ጊዜ አለ ማለት ነው። እንዲህ ደግሞ የአህያ ወርንጭላ ስንመለከት የአህያ ወርንጭላ የምትባል ትንሽዬ ግልገል በጣም ወዲህና ወዲህ መሯሯጥ ትወዳለች። እና ይሄ አሁን ከትልቅ የሆነ የ የ የቡርቂያ ወይም ደግሞ መሬትን የመውደድ ሂደት አለው። እና ያኔ በልጅነታችንም እኛ በጣም መንከባለ የምንወደው ከዚህ ጋር ተያይዞ ይመስለኛል። እና እንግዲህ በተለያየ ምክንያት ወዲህ እና ወዲህ መንከባለል የሚያስደስተኝ ጊዜ ነበር በልኝነቴ። እና አሁን ላይ ደግሞ ያው አረፍ ብዬ እንዲሁ የተለያዩ ነገሮችን መመልከት ምናምን ነገር ደስ ይለኛል። እና ይሄን እንግዲህ የሚደረገው ተፈጥሮ አንዱ በሰጠን በረከት ነው ማለት ነው። ለጥ ያለ ሜዳ ለጥ ያለ የመሬት አቀማመጥ እንዲሁ ደግሞ ረግረጋማ የመሬት አቀማመጥ እንዲሁም ደግሞ ተራራ ቦታ ላይ ይኖራል የተለያየ ሜዳ እና እንደዚህ እንደዚህ ያሉ ቦታዎች ላይ በተለያየ ቦታ የሜዳ አይነት ይኖራል። እና ብዙ መንገድ ሜዳዎችን መመልከት እንችላለን ብዬ አስባለሁ። እና ትልቅ የሆነ የ የ የመሬት መልከአ ምድርን የአቀማመጥ ሂደት ጋር ተያይዞ ለመቦረቅም የሚመችበት ወይም ደግሞ ለመዝናናት የሚመችበት እንዲህ ደግሞ ለመራመድ ራሱ የሚመችበት ሂደት አለ። እና ትልቅ የሆነ የተፈጥሮ ጸጋ ነው ብዬ አስባለሁ። እና የመሬት ላይ መቀመጥ እንግዲህ በጣም ደስ የሚል ነገር ነው። ማንኛውም ነገር ከመሬት ተነስቶ ነው እንግዲህ ቀስ በቀስ የሚያድገው ማለት ነው። እና ከዚህ ጋር ተያይዞ ከመሬት እንደመጀመራችን ወይም ደግሞ ከስር ድረስ እንደመጀመራችን መጠን እንግዲህ ደስ የሚያሰኝ የመሬት ላይ የመቀመጥ ነገር በጣም ደስ የሚል ስሜት ይሰጠኛል። እና አሪፍ የሚባል ጊዜንም የማሳልፍበት ሂደት አለ። እና በአጠቃላይ እንግዲህ ይሄን ይመስላል የመሬት ላይ መቀመጥ። እንግዲህ ትልቅ

አዲስ ቴክኖሎጂ መማር ትወዳለህ የሚል ጥያቄ ነው? እንግዲህ ቴክኖሎጂን ስናነሳ በጣም ደስ የሚል ነገር አለው እና ጥሩ የሚባል ቴክኖሎጂ መማር እና ማወቅ እፈልጋለሁ ማለት ነው። እንግዲህ ቴክኖሎጂን ስናይ ትልቅ የሆነ ኑሯችንን ሊያቀልልን የሚችል የሰው ልጅ የሚሰራውን ስራ በቀላሉ መንገድ ሊያከናውንለት የሚችል የሰውን ልጅ ሊረዳ የሚችል ማለት እንችላለን። ቴክኖሎጂን እንግዲህ ቴክኖሎጂ ትልቅ የሆነ የሰውን ህይወት ሊያቀል የሚችል ነውና ሰውን በሚገባ ሊረዳ የሚችል ነው ብዬ አስባለሁ። እና ቴክኖሎጂን እንግዲህ ስንመለከት ቴክኖሎጂ እንደውም የሰው ልጅን ስራ ቀማ የሚባል ሊቀማ ነው የሚል ትልቅ ፍርሃትና ሰዎች ላይ የሚታይ የተለያየ ነገር ይነበባል። እና እኔ እንደምረዳው ግን ቴክኖሎጂን የሰውን ስራ መቀማት ሳይሆን በቴክኖሎጂ ሰዎች በጣም የነቁ ሰዎች በጣም ትልቅ ደረጃ ላይ የሚደርሱበት ጊዜ እየመጣ ነው የሚመስለኝ። እና ቴክኖሎጂን ተጠቅመው በቀላሉ ለሰዎች እንዲሰራ የሚደረግበት ያ የቴክኖሎጂ ሲስተም ሂደት በሚገባ የገባቸው ትልቅ የሆነ ፈጣን የሆነ ለውጥን ፈጣን የሆነ ሀብትን የሚያከማቹበት ሂደት ነው ብዬ ነው የማስበው። እና የእንጂ ሰው ስራ ቴክኖሎጂ ይቀማል ብዬ አላስብም በኔ አረዳድ። እና እንግዲህ ሰው እንዲረዳ በጣም በፍጥነት ሊረዳ የሚችል የመጣ ነው የሚመስለኝና እና እንደኔ ያረዳን ነው። ይሄን ያልኩት እና አዲስ ቴክኖሎጂ መማር ትወዳለህ የሚለው እንግዲህ ምንም አይነት ጥያቄ የለውም በሚገባ መማር እወዳለሁ። ማለት ነው ምክንያቱም ቴክኖሎጂ ተማርኩ ማለት ብዙ ነገር አወቅኩ ማለት ነው። እንግዲህ አንድ ቴክኖሎጂ አንድ ሰው ሲማር ትልቅ የሆነ የአስተሳሰብ ለውጥ ያመጣል። እንዲሁም ደግሞ ትልቅ የሆነ የፋይናንስ ችግር ወይም ደግሞ የገንዘብ ችግሩን በደንብ ያስተካክላል እንዲሁ ደግሞ ቴክኖሎጂን ሲጠቀም በቀላሉ ድካም የሌለው ስራን መስራት ይችላል። እንዲሁ ደግሞ ትልቅ የሆነ የአስተሳሰብ ለውጥን እንዳልኩት ያመጣልና። ከዚህ ጋር ተያይዞ እንግዲህ በተለያየ የስራ መስክ የተሰማራ ሰዎች ስራቸውን በቀላሉ እንዲሰራላቸው የሚችል እንዲሆን ደግሞ ጉልበታቸውን ሊቆጥብ የሚችል እንዲሁ ደግሞ ጊዜያቸውን ሊቆጥብ የሚችል ሂደት የሚከናወንበት ነውና። ቴክኖሎጂ እንግዲህ ትልቅ የሆነ የ ሰውን የ የመርዳት ሂደቱ በጣም በጣም በጣም ከፍተኛ የሆነ ጥቅም አለው ብዬ አስባለሁ። ከመርዳቱም ባሻገር በቀላሉ ሊደክሙ የማይችሉ ነገሮችን እንደመፍጠሩ መጠን ትልቅ የሆነ የቴክኖሎጂ ሽግግር ሊኖር የሚችልበትን ጊዜ የሚመጣ ይመስለኛል። ምክንያቱም ለምሳሌ መኪናን እንኳን ብናይ ትልቅ የሆነ የቴክኖሎጂ ግኝት እንደመሆኑ መጠን ጥሩ የሚባል ሰዎችን በሚገባ አንቀሳቅሶ በጣም ደከመኝ ሰለቸኝ ሳይል ነዳጅ ናፍታ እያገኘ ትልቅ የሆነ ሰውን አገልግሎት የሚሰጥበት ሂደት አለ። እና የአንዱ እንግዲህ ቴክኖሎጂ የምንለውን ትልቅ ከዚህ ጋር የሚገናኝ ነገር ነው። እና እንዲሁ ደግሞ አዲስ ቴክኖሎጂ እንግዲህ ሲኖር ምንድነው? ብዙ ፉክክር አይኖርበትም አዲስ ቴክኖሎጂ ላይ እና ያን ጊዜ ላይ በጣም በጣም በፍጥነት ቴክኖሎጂን ተረድቶ ስራ የጀመረ ወይም ደግሞ ወደዛ ስራ የገባ በሚገባ በጥቂት ጊዜ ውስጥ ህይወቱን የሚለውጥ ነገር መስራት የሚችልበት ሂደት አለ። እና አሁን አሁን ላይ ለምሳሌ አሪፍ የሚባል ፕላትፎርም ራሱ የመሰረተ ሰው ወይም ደግሞ ዌብሳይት የመሰረተ ሰው ጥልቅ የሆነ ገቢን ያገኛል ማለት ነው። እና እንደዚህ እንደዚህ ያሉ ነገሮች ጥሩ የሆነ ነገር አላቸው ብዬ አስባለሁ። ምክንያቱም አሁን ያለንበት ኢንፎርሜሽን ቴክኖሎጂ ዘመን ላይ ስለሆነ እንግዲህ ማንኛውም ነገር ከዚህ ጋር ይገናኛል ማለት ነው። እና ትልቅ የሆነ የእድሜ የትልቅ ጀነሬሽን ለውጥ ነው ማለት ነው። እና አሁን ያለንበት ያው አምስተኛ ጀነሬሽን እንደመሆኑ መጠን ትልቅ የሆነ ለውጥ የሚታይበት ቴክኖሎጂ በጣም እየበረረ ያለበት ሁኔታ ነውና። እንዲሁ ደግሞ አዲስ ቴክኖሎጂ ሲመጣ በሚገባ በፍጥነት ተረድቶ ወደዛ ስራ ላይ መግባት ትልቅ የሆነ ጥቅም ይገኝበታል ብዬ አስባለሁ። በእኔ አስተሳሰብ እና እንግዲህ ጥሩ የሆነ ውጤት ደሞ ለማምጣት ትልቅ የሆነ የአስተሳሰብ ሂደትን ለመቀየር እንግዲህ የመጀመሪያ እኛ መልከታችንን መቀየር ይኖርብናል ብዬ አስባለሁ። እና ከዚህ ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ ቴክኖሎጂ በጊዜ ሂደት የተሻሻለ እየተሻሻለ ለሰዎችም በቀላሉ ስራቸውን ሊያቅልን የሚችል የቴክኖሎጂ ሂደት በሚገባ ወደፊት ይመጣል። አሁንም አሪፍ መጥቷል እና ጥሩ የሆነ ጊዜ ወደፊትም ይመጣል ብዬ አስባለሁ። እና መማር እንግዲህ ቴክኖሎጂ መማር እወዳለሁ

የአትክልት ስራ ታደርጋለህ የሚል ጥያቄ ነው። እንግዲህ የአትክልት ስራን እንግዲህ በጣም እወዳለሁ በጣም ደስ ይለኛል እና ያው ያ ትክክል ስራ እንድትሰራ አለህ። ማለት ይመስለኛል ታደርጋለህ የሚለው ጥያቄ እንግዲህ ትልቅ የሆነ አትክልትን መንከባከብ አትክልትን መስራት በጣም ደስ ይለኛል። እና እንዲሁም በጣም እየተንከባከብኩት ጊዜ ነበር። ገጠር ላይ በነበርኩበት ጊዜ ላይ እንደውም የዘጠኝ ወር የምትባል። የዘጠኝ ወር የምትባል ፓፓያን ወይም ደግሞ በዘጠኝ ወሯ ፍሬ የምትሰጥ። ፓፓያን በሚገባ አልምቼ ያየሁበት ሂደት አለና አንድ የተወሰኑ አንድ ሃምሳ እግር ፓፓዮችን። ተክዬ ወይም ደግሞ በአጠቃላይ ወደ ዘጠና ምናምን ነገር የሚሆኑ ተክዬ ወደ ሃምሳዎቹ የሚሆኑ ሴቴ ሆነው ሃምሳዎቹ ደግሞ ወንዴ ሆነዋል። እና እንግዲህ በህፃንነታቸው ጀምሮ ወይም ደግሞ ገና ፍሬያቸውን አፍስሼ አጎንቁረው ብቅ ካሉ ጊዜ ጀምሮ በሚገባህ ልክ ወደ መሬት እንደከተቷቸው ሰዓት ጀምሮ በሚገባ ውሃ እያጠጣዋቸው ወደ መብቀሉ ደረጃ ደርሰው ከዛ ደግሞ ከተለያየ እንስሳ ንክኪ ንጹህ እንዲሆኑ በሚገባ አጥሪያቸው እና ጥሩ የሆነ የእድገት ደረጃ አሳይተው። እውነትም እንደ ቶኒ አልተረዳውም ነበር ወይም ደግሞ በደንብ እኔ ይሄን ያህል በዚች በዘጠኝ ወር ውስጥ እውነትን ፍሬ ያፈራል ብዬ አላሰብኩም ነበር። ግን እንደተባለውም በሚገባ በዘጠኝ ወሩ ፍሬ በሚገባ ጣለ ማለት ነው። በዘጠኝ ወሩ ላይ ወንዴና ሴቴው ሙሉ በሙሉ ሙልጭ ብሎ ተለየ ተለያየ ማለት ነው። እና በርካታ ወንዴ ስለኖሩ የተወሰነችውን ወንዴ ትቼ ሙሉ በሙሉ እሱን አጠፋሁት ማለት ነው። እና ሴቴዋንና ሴቶቹን አንድ አምሳ እግር የሚሆኑና የተወሰኑ ወንዴዎችን ትቼ ሌላው እንዳለ ወንዴውን ጥቅም የማይሰጠውን አጠፋሁት ማለት ነው። የተወሰኑትን አስቀርቻለሁ ያው እነሱ በተለያየ መንገድ የሚዳቀልበት ሂደት እና ፍሬ የሚጥልበት ሂደት አለ። ያው በይበልጥ ደግሞ እንደዚህ አይነት ነገር የሚል እኮ ነው በተለያዩ በንቦች አማካኝነት ነው። እና እንግዲህ ይሄንን ያደረኩት እንግዲህ ገጠር ላይ ሆኜ ነው። እና በሚገባ ሰርቼበታለሁ ወይ ደግሞ በሚገባ ጥሩ የሚባል የአሰራር ጥበብን ተጎናጽፌበታለሁ። በሰአቱና ትልቅ የሆነ የ ሙያ ልክ የሆኑ የአታክልት ስራዎችን ያን ጊዜ የሰራሁበት ሂደት ነው። እና በጣም ደስ ያለኝ ጊዜ ነው ነበርና ያው በጣም ብዙ ለፍቼበታለሁ። በርግጥ ውሃውን ለማጠጣት ያው ውሃ በአቅራቢያ ይቺን ስለሌለ ከተለያዩ ከምንጮች ውሃ እየቀዳሁ ነውና በማመላለስ ያጠጣሁት ትልቅ የሆነ ድካም ቢሰማኝም ወይም ደግሞ ብደክምበትም ግን በጣም ደስ የሚል ውለታን ውለውልኛል ማለት ነው። ወይም ደግሞ በጣም ደስ የፈጣሪ ቸርነት ሆኖ በሚገባ ፍሬ አፍርተው እስከ አሁን ድረስ ገጠር ቤተሰብ ጋር በጣም አሁን ድረስ በሚገባ የሚበሉበት ወይም ደግሞ በሚገባ የሚለቀሙበት ሂደት ነው። አሁን ላይ እና በጣም ደስ የሚለኝ እዛ በሄድኩ ቁጥር ማለት ነው ምክንያቱም የስራዬ ውጤት መሆናቸውን ሳይ በጣም በጣም በጣም እረካባቸዋለሁ ማለት ነው። እና እንግዲህ የአትክልት ስራን በደንብ እወዳለሁ ማለት ነው። እና ብዙ የምተክላቸው አትክልቶች አሉ ለምሳሌ አሁን ሸንኮራ እንግዲህ በዛን ጊዜ ላይ ያንን ባለማውበት ጊዜ ላይ ሸንኮርንም አንድ ላይ አብርቼ አንድ ላይ አልምቻለሁና ትልቅ የሆነ ደስ የሚል የሽንኮርንም አትክልት አልምቻለሁ። ሽንኮር አገዳንም እና እንግዲህ ብዙ ነገር መስራት ደስ ይለኛል በአታክልት በኩል ምክንያቱም ከትንሽ ጊዜ በኋላ ምርት የሚሰበሰብበት ወይም ደግሞ አትክልቱ የሚበላበት ጊዜ ስለሆነ ጥልቅ የሆነ የደስ ደስ ያለውና ደስታን የሚሰጥ ነው ማለት ነው። እንዲሁም ደግሞ ከራስ አልፎ እንዲህ ያለ ነገር እንግዲህ በተለያየ ገበያ ቦታ ላይ የሚሸጥበት ሂደት አለ። በውድ ማለት ነው ምክንያቱም ያ የደረሰው የምግብ አይነት በጣም ጣፋጭና በጣም ጥሩ ስለሆነ ሰዎችን በሚገባ ለመመገብ ይገዙታል ወይም ደግሞ ይጠቀሙታል ማለት ነው። እና በዚህ መንገድ እንግዲህ አትክልትን በብዙ መንገድ ሰርቻለሁ። እንዲሁም ደግሞ ከትክልቶች መካከል ሽንኩርት እና ቲማቲምን እንዳልኩት ያው ገጠር በተወሰነ ጊዜ የቆየሁበት ጊዜ ስላለ ያን ጊዜ በደንብ የሰራሁበት ሂደት አለና እንግዲህ ከ ስራውም ተያይዞ ትልቅ የሆነ ውጤት ያገኘሁበት ሂደት አለ። እና በሚገባ ያለማሁበት ሂደት አለ። ቲማቲሙን እና የምርቱን እንዲሁ ቲማቲሙ ደግሞ በጣም አላልቅም ራሱ ተለቅሞ ተለቅሞ በጣም በርካታ ነበርና አሪፍ ውጤት ያገኘሁበት ውጤት አለ ማለት ነው። እና ይሄን ይመስላል እንደ አጠቃላይ የአትክልት ስራ ማለት ነው

ቃልህን ትጠብቃለህ? የሚል ጥያቄ ትጠይቂያለሁ እንግዲህ ቃሌን በሚገባ እጠብቃለሁ እንግዲህ ለሰዎች ቃል ስገባ በተሞላው መንገድ ነው ቃል የምገባው ማለት ነው እንግዲህ ቃል ሲገባ ቃል መግባት ማለት በጣም ትልቅ ነገር ነው በጣም ከባድ ነገር ነው እና ከዚህ ጋር ተያይዞ ትልቅ የሆነ ጥንቃቄ ያስፈልገዋል ቃል ግለሰቦች ቃል ሲገባና እንግዲህ ማንኛውም ሰው ቃል የሚገባበት ሂደት አለ በተለያየ መስክ ላይ ለምሳሌ በስራ ላይ የሚችል በፍቅር ግንኙነት ሊሆን ይችላል እንዲሁም ቤተሰብ ጉዳይ ሊሆን ይችላል እንዲሁም ጓደኛ ሊሆን ይችላል እና በብዙ መንገድ በስራ ባልደረባ ሊሆን ይችላል እና በብዙ መንገድ ሰዎች ቃል ይገባሉ ለሰዎች እና እንግዲህ ቃል ሲገባ ምንድነው በጣም ጥሩ ነገር ወይም ደግሞ ጥንቃቄ ሊገባው የሚችለው ነገር ምንድነው ቃል የገባነው ነገር ወይ መተግበር አለብን ማለት ነው እና እንደ አጠቃላይ ቃልን መጠበቅ በጣም ጥሩ ነገር ነው ብዬ አስባለሁ እና ቃልህን ቃልን ትጠብቃለህ? የሚለው ጥያቄ በደንብ ቃሌን እጠብቃለሁ እና እንደውም ቃል ከመጠበቅ ጋር ተያይዞ አንድ የሚባል አባብል አለና ያም ያ አባብል ምንድነው ደስ ሲልህ ቃል አትግባ እንዲሁም ሲከፋህም ቃል አትግባ የሚል አባብል እና እንግዲህ ደስ ሲለን ትልቅ የሆነ ቃል እንገባለን በስሜት ተነድተንና ከትንሽ ጊዜ በኋላ ደግሞ እያብሰለሰልን ወደ ራሳችን ስንመላስ እንዴ ይሄን ያልኩት እንዴት እኔ ነኝ ግን ማነው የዚህን ያህል ገንዘብ እሰጥሃለሁ ያልኩት ይሄን ያህል ስራ እለቅልሃለሁ ያልኩት እንዴት ማን ያለው እያልን ከራሳችን ጋር መልሰን ጥል የምንገባበት ሂደት አለና ደስ ሲልህ ቃል አትገባህ የሚለውን በዚህ መንገድ ጥንቃቄ ማድረግ ይኖርብናል ብዬ አስባለሁ ምክንያቱም ደስ ሲለን የምንናገረውን አናውቅም ለምሳሌ የሆነ ገንዘብ ልናገኝ እችላለሁ ደግሞ ከሆነ ምክንያት የሆነ ነገር ስናገኝ የሚያልቅ አይመስለንም እና በስሜት ላይ ሆነን ደግሞ ምንም ችግር የለም በቃ እኔ ይሳካልኝ እንጂ ምን ምን ምን ብለን ውት ውት አድርገናል ሲሳካልን ደግሞ ማነው እንደዚህ ያለው አረ እኔ እንደዚህ አላደርግም እኔ አይመለከተኝም የምንልበት ሂደት አለና ይሄ ይሄንን እንግዲህ ጥንቃቄ መኖር አለበት ማለት ነው ቃል ለሰዎች ቃል ስንገባ እንዲሁም ደግሞ በተናደድን ጊዜ ለሰዎች የተለያየ ቃል የምንገባበት ሂደት አለ ለምሳሌ ከሰው ጋር ከሰው ጋር እንጋጫለን እና ከሰው ጋር ስንጋጭ እናቱን እና ይሄንንማ እኔ ቃል እገባልሃለሁ እንደዚህ አደርገዋለሁ እንደዚህ ቦታ በዚህ መንገድ እንደዚህን ሰርቼ አሳይሃለሁ እኔ ቃል ገብቼልሃለሁ እንደዚህ አደርገዋለሁ አዋርደዋለሁ እንዴ እንዴ እንዴ እንልና ከተወሰነ ጊዜ በኋላ የተጣላንበትንም መንገድ በደንቡ ጥፋቱ ከእኛ ሆኖ ሊሆን ይችላል አንዳንዴ ጊዜ ላይ እና ከሰውየው ጥፋት ሳይሆን ከእኛ ጥፋት ኖሮ በጣም ግራ የሚያጋባን ነገር ጥፋቱን እያወቅን አንዳንዴ ደግሞ ጥፋት እንደሌለበት ሰው የሚኖርበትም ሂደት አለ እና እና ያን ሰው ደግሞ ለዛ ሰው ደግሞ ያልነው ነገር ሲለን እንደዚህ ያደርገዋል እንደዚህ አደርገዋለሁ የሚለውን ነገር እኔ ምን አለ እንደዚህ ባልል ኑሮ አሁን እንደዚህ ይፎገረኛል ወይም ደግሞ እንደዚህ ይስቅብኛል ያስቅብኛል እያልን ደግሞ ወደዚህ አንደኛ ጥል እያለ ሁለተኛ ጭንቀት ይመጣብናል እና እንደዚህ አይነት ነገሮች ላይ ቃል ከመጠበቅ ጋር ተያይዞ ቃል ከመግባት ጋር ተያይዞ ትልቅ የሆነ ጥንቃቄ መኖር አለበት ብዬ አስባለሁ ያው እኔ ትንሽ ካነበብኳት ነው የተረዳሁትን ነገር ያህል ነው ለመናገር የሞከረው እና እንግዲህ ይሄንን ማድረግ ትልቅ ጥቅም አለው ማለት ነው እና ከዚህ ጋርም ተያይዞ እንግዲህ ቃል ከመጠበቅ ጋር ትልቅ የሆነ ጥንቃቄ መደረግ አለበትና እንግዲህ እኔም በሚገባ ለሰዎች ቃል ስገባ አንደኛ በስሜታዊ ሆኜ ምንም ቃል አልገባም ሁለተኛ ደግሞ በንዴት ውስጥም ሆኜ ምን ማይነስ ቃል አልገባም ማለት ነው አንደኛ በደስታ ውስጥ ሆኜ ሁለተኛ ደግሞ በግዴታ ውስጥ ሆኜ ምንም አይነት ለሰዎች ቃል አልገባም ማለት ነው ቃሌ የምገባው በሰነ ስርዓት መልካም እያሰብኩ ቅን እያሰብኩ በምንም አይነት መንገድ ሳይጨናነቅ እንዲሁ ደግሞ በአይምሮዬ በምንም አይነት መንገድ ሳይበረዝ ነው ቃል ለሰዎች የምገባው በሚገባ መጀመሪያ አስቤበት ከዛ በኋላ አስቤበት ቃል የገባሁትን ድጋሚ እንደዚህ ሆነ ወደዚህ ሄደ ምናምን አልልም ማለት ነው ምክንያቱም ከልብ አስቤበት ያደረኩት ነገር ሊሆን ስለሚችል ምንም ደቂቃ ሊቆጨኝም ልጸጸትም አልችልም ማለት ነው ከራሴ ጋር ተማክሬ ያደረኩት ነገር ነው ማለት ነው እና በዚህ መንገድ እንግዲህ ቃል ቃልን መጠበቅ ይኖርብናል ማለት ነው እንግዲህ ቃሉን ስንገባ መጠቀቅ አለብን እንዲሁ ደግሞ ቃል ከገባንም በኋላ በሚገባ እናደርጋለን ያለውን ማድረግ አለብን ማለት ነው እና ይሄን ይመስላል እንደ አጠቃላይ እንግዲህ እኔ እንደተረዳሁት ማለት ነው

ቡና ወይስ ሻይ ትመርጣለህ? የሚል ጥያቄ ነው እንግዲህ በሚገባ ቡና እመርጣለሁ እኔ በጣም ቡና ደስ ይለኛል እና ቡናን መጠጣት ነው በጣም የሚመቸኝና በጣም ደስ የሚለኝ ማለት ነው። ሻይ መጠጣት የሚመቸኝ ጠዋት ጠዋት ብቻ ነው ሻይ ማጠጣት የምፈልገው እና ቡና ሌላውን ቀን እና ወይም ማታ ከሁለት አንዱ ካገኘው ከሰአት ወይም ማታ ላይ ቡናን ብጠጣ ደስ ይለኛል እና እንደ ምርጫ ግን ቡናን መጠጣት ነው ደስ የሚለኝ እና እንደ አጠቃላይ ስንመለከት እንግዲህ ቡና በተለያየ የተለያየ ነገር ወይም የተለያየ እየራሳቸው ሁለቱም ምጥረ ነገር አላቸው እና እንግዲህ ከማነቃቃት ጋር ተያይዞ ቡና በለጥ ትላለች ቡና ሀይለኛ ነች እና ጠንካራ ያለነው ቡና ስንመለከት ቡናን እንግዲህ እንዲሁም ደግሞ ሻይንም ያው አሪፍ በሆነ ሁኔታ የማነቃቃት ባህሪ አለው ግን ቡና ደግሞ ራስን ራሱ የሚያምን አንዳንዴ ራስ ስታት ምናምን ሲኖር ራሱ ቀለል የምታደርገው ቡና እንደሆነች ነው ተረድቻለሁ እና ያው ቡና በርግጥ በጣም አላዘወትርም ያው በመጠኑ ነው ከስንት አንዴ ባገኘሁ ሰዓት የምጠጣው እና ቡና እንግዲህ ትልቅ የሆነ በሀገራችን ተመራጭ የሆነ ደግሞ በጣም ምርጥ የሚባል አምራች ሀገር ነን ሀገራት ላይ ነው ያለነው ማለት ነው። ቡናን እንግዲህ በጣም በከፍተኛ ሁኔታ ይመረትበታል ቡና ማለት ነው በተለይ በዚህ በይርጋጭፌ የሚባል ቦታ ላይ እንዲሁም ደግሞ በደቡብ ቦታ በጣም በጣም በጣም ትልቅ የሆነ የቡና ማምረት ሂደት አለ። እንዲሁም ደግሞ በጅማ በጅማ ያለው ወጣን ትልቁን የሀገራችንን የቡና ክፍል የተወጣጠረው ቦታ ነው ልክ እንደ ደን የሆነ ቦታ ነው የቡና እንግዲህ ያለማሙ ሂደት በጣም ደስ የሚል በጣም አሪፍ የአፈራር ሂደት አለውና ቡናው ትልቅ የሚባል የቡና አመራረለት ሂደት በሀገራችን ይመረታል እና እንዲሁ ደግሞ ተወዳጅነቱም በጣም በጣም ጣዕሙን በጣም ጥሩ የሚባል ቡና አለ በሀገራችን ማለት ነው። ያው እንደ ቦታው ይለያያል የቡናው ጣዕም ማለት ነው። እንግዲህ እንደ ቦታው ማለት ነው ተለያዩ ቦታዎች ለምሳሌ ይርጋ ጨፌና በጅማ ያለው እንዲሁም እንደዚህ ያሉ ቦታዎች እንግዲህ የቡናው ጣዕም ራሱ በጣም ይለያያል ማለት ነው በጣም ጥሩ ጣዕም ያለው አለ እንዲህ ደግሞ በጣም ሰነፊ የሆነ ጣዕም ያለው የቡና አይነት አለና ትልቅ የሆነ እንግዲህ በሀገራችን ቡና የሚመረትበት ሂደት አለ ማለት ነው። እንግዲህ ቡና ስንመለከት እንደውም ለውጪ ገበያ በጣም ኤክስፖርት እየተደረገ ይመስለኛል እንደውም በሀገራችን በጣም ቡና የተወደደው እና በጣም ቡና በሀገራችን ትልቅ ላይ ያለ ሂደት ነው እና ገበሬውን በሚገባ ወይም ደግሞ አርሶ አደሩ በደንብ እያመረተ ለተጠቃሚ ወይም ደግሞ ለተረካቢዎች በጣም በገፍ የሚያስረክብበት ሂደት አለና እንግዲህ ቡናን ስንመረከት በጣም ማህበረሰባችን ከፍል ትልቁን ድርሻ የያዘው የመጠጣት ወይም ደግሞ የመመገብ ሂደትን ትልቅ ቦታ የያዘ ነውና እንግዲህ እንደ አጠቃላይ ትልቅ የሆነ የቡናን ምርት በሀገራችን መመልከት የተመለከትን ይመስለኛል እና ጥሩ የሆነ ምርት ይመረታል ማለት ነው። እንግዲህ ቡና እንዳልኩት ብዙ ጥቅሞች አሉ። ከተለያዩ ከራስ ምታት ጋር ሊሆን ይችላል እንዲሁ ደግሞ አጠቃላይ ዘና ለማለትም ቡና በጣም ጥሩ ስሜት ይሰጣል እና እንዲሁም ሻይም ያው በተወሰነ መንገድ አሪፍ ነው ያው ያን ያህል እኔ ሻይን ስለማልወድ ነው ሻይን ብዙም ያላነሳሁት እና እንደ አጠቃላይ እንግዲህ ቡና ስንመለከት በጣም አሁን አሁን ላይ እንደውም በጣም ፈጣን የሆኑ ቡናዎች ዘሮች እየተዳቀሉ ይገኛሉና እንግዲህ በተወሰነ ጊዜ ከትንሽ ጊዜ በኋላ በጣም እንግዲህ በሀገራችን በሰፊው እንደሚመረት ምንም ጥርጥር የለውም ምክንያቱም ፈጠን ፈጣን ዘሮች እተዳቀሉ ስለሆነ በሚገባ ምርቱ እንደሚጨምር የሚያሳይ ጥናት እና ምርምር እንደ አጠቃላይ እንግዲህ ይህን ይመስላል እንግዲህ የቡና ምክንያት ያው እንደተናገርኩት በጣም ደስ ይለኛል ቡና መጠጣት እና በደንብ ቡናን እመርጣለሁ ማለት ነው እንደ አጠቃላይ ስንመለከት እና ያው ደስ ይለኛል ማለት ነው ቡና መጠጣት እና ይህን ይመስላል አጠቃላይ የቡናን ጥቅም ስንዘለዝር ማለት ነው እና ይሄ ነው።

ጥሩ። ጥያቄ ነው ጥላ ወይስ ፀሀይ ትመርጣለህ የሚል ጥያቄ ነው? አሪፍ ጥያቄ ነው እንግዲህ ያው ትንሽ ይከብዳል ለመምረጥ ምክንያቱም ጥላ ቢቻ ብል። ፀሀይዋ ጥላዋን ብቻ ብመርጥ ምንድነው? ጥላ ስመርጥ እንግዲህ ፀሀይ የማይነካው ቦታ ማለት ነው። እንግዲህ ጥላ የምንለው በተለያዩ ዛፎች የተሸፈነ ቦታ ማለት ነው። ከስሩ ምንም አይነት የፀሀይ ብርሃን የማይነካው ማለት ነው። ፀሀይዋን ደግሞ ስንመለከት ሙሉ በሙሉ የምታበራ ነች ጥላዋን ብቻ እንዳለ ሙቀት የማገኝበት ሂደት አይኖርም ቅዝቃዜ ብቻ ነው። የሚሆነው ጥላ ሰር ስሆን እና ንፋስ ንፋስ ብቻ ስለሆነ በጣም ቅዝቃዜ ብቻ ነው። የሚኖረው እና እንዲሁም ፀሀይዋን ብቻ ደግሞ እንዳልል በጣም ፀሀይዋ ታቃጥላለች ፀሀይዋን ብቻ ብል እንደውም ጥላው ይሻለኛል ከፀሀይዋ ብዬ ነው የማስበው። ምክንያቱም ፀሀይወ በጣም ከባድ ነችና የምመርጠው እንግዲህ እኔ ጥለዋ ትሸለኛለች ብዬ ነው የማስበው። ምክንያቱም ፀሀይዋ ካልኩ ለምሳሌ ቀኑን ሙሉ ጥላ ስር ቡውልና ቀኑን ሙሉ ፀሀይ ላይ ከምውል በጣም ደስ የሚለኝ ጥላዋ ስር ብዉል ነው ብርዱ ቢበርደኝ ይሻላል። ፀሀይዋ ከምታቃጥለኝ ማለት ነው። ፀሀይዋ እንግዲህ ከሆነች ፀሀይዋ ብቸዋን የተለያየ ልብስ ብደርብም ባልደርብም ጥላ ካልያዝኩ ጥሩ አይመጣም ጥላ ያዝኩ ደግሞ ማለት ጥላ ኖርማል ጥላ ስር ትሆናለህ። የሚለውም ጥያቄ ስላለብኝ እንግዲህ ጥለ ስር ስር ወይም ደግሞ ፀሃዪዋ የማታገኝብኝ የማታገኝ ቦታ መሆን አለብኝ። እና ወይም ደግሞ እዛ ሰር በሚገባ መሆን ይሻለኛል ብዬ ነው የማስበው። ምክንያቱም ብርዱ ቢበርደኝም በደንብ ልብስ ደራረቤ ብርዱን ማስታገስ እችላለሁ። ፀሀይዋ ላይ ከሆንኩ ግን ልብስ ብደራረብ ጭራሽ የባሰ ሙቀት በሙቀት ሆኜ በጣም የባሰ ነገር ነው የምፈጠረው። እና ስለዚህ ፀሀይዋን ከምመርጥ ይልቅ ጥላዋን እመርጣለሁ ጥላ ስር መሆን መርጣለሁ ማለት ነው። እንዲሁ ደግሞ አማካኝ ደግሞ ብናየው ፀሀይ የተወሰነ ጊዜ ፀሀይዋ በጣም ደግሞ ስታቃጥል ጥላ ስር የመሆን ሂደትም አለውና በዚህም ማካካስ ይቻላል ብዬ አስባለሁ። እኔ እንደተረዳሁትና በጣም የሚገርም ጥያቄ ነው አሻሚ የሆነ ጥያቄ ነው እና ያው ግዴታ ወደ አንዱ መሆን አለብህ ከተባልኩ ደግሞ ጥላ በደንብ ጥላ ስር በሆን ይሻለኛል ማለት ነው። ጥላን ነው የምመርጠው። እና እንግዲህ ፀሀይንም ስንመርጥ ፀሀይ እንግዲህ መምረጥ ያለብን ብዬ የማስበው በጣም ጥሩ ነገሩ ጠዋት ላይ ነው። ፀሀይ ጥቅሟ በጣም በጣም ጉልህ የሆነ ሙቀት የምትሰጠን ወይም ደግሞ ልክ እንደ አሰብ ብሎ ቀስ እያለች እሳት እንዴት ነው? መጣድ ስር የሚነዳው ወይም ደግሞ ነገሮች ሊሰሙ ሲሉ እንዴት ነው? ቀስ እያሉ የሚነቃቁት እና ፀሀይም እንግዲህ ከቤቷ ስትወጣ በጠዋት እኛም በጠዋት ብቅ ብለን እሷን ስንጠብቃት ገና ብቅ ብለ የምትረጭብን የፀሀይ ሙቀት ለስለስ ያለ ነው እያለ እያለ እያለ ነው እያጨመረ የሚሄደውና ያ ጊዜ በጣም የፀሀይ ደስ ይላል ማለት ነው። እንዲሁ ደግሞ ጥላውን ስንመለከት ደግሞ ጠዋት ላይ ምንም ጥላ ስር ሆንንም አልሆንንም ምንም ጥቅም የምናገኘው ነገር የለም። ግን ልክ ቀን አካባቢ ላይ ወደ ስድስት ሰዓት ሰባት ሰዓት ላይ ሲሆን ደግሞ በጣም ፀሀይ ሲሆን ጥላው ስር መሆን ትልቅ የሆነ የመንፈስ እርካታ ይሰጣል ማለት ነው። ንፋስ ሲነፍስ ፀሀይዋን ተደብቀን ጥለዋ ስር ስንሆን ደስ የሚል ሂደት አለውና ተመጋጋቢ ናቸው ማለት ይቻላል። ጥላና ጥላዋና ፀሀይዋና እንግዲህ የግድ አንዱን መምረጥ ካለብኝ ደግሞ ጥላውን በሚገባ መርጣለሁ ማለት ነው። እሱ ላይ ልብስ ደረርቤ ጥላ ስር ብሆን ይሻለኛል ፀሀይ ቀኑን ሙሉ ከምታቀጥለኝ እና በዚህ መንገድ እመርጣለሁና በጣም ጥያቄውን በጣም አሻም የሆነ ጥያቄ ነው። እና ትንሽ የሚያወዛግብ ጥያቄ ነውና እንግዲህ ያው ጥላዋን እመርጣለሁ ማለት ነው። ያው ጥላዋን የመረጥኩበት ምክንያት እንዳልኩት የተለያየ ፀሀይ የፀሀይዋ ብርታት እንዳይጸናብኝ ነው። ጥለዋን የመረጥኩት ጥላዋ ስር ስሆን ሁለተኛ ጥቅም አገኛለሁ። ወይም ደግሞ ልብስ መደረብ እችላለሁ ፀሀይዋ ላይ ስሆን ደግሞ ያን ያህል የምቀይረው ወይም ደግሞ የማሻሽለው ነገር የለም። እና ይሄን ይመስላል ማለት ነው። እንግዲህ ጥላ ወይስ ፀሀይ ትመርጣለህ? የሚለው ጥያቄ እንግድህ እንደ አጠቃላይ ይህን ይመስላል ማለት ነው። ጥሩ ጥያቄ ነው በነገራችን ላይ ቀለል ያሉ ጥያቄ ብቻ ከሚሆን ይልቅ እንደዚህ አሻሚ የሆነ ጥያቄ ሲሆን መልካም ነው። እና እንዲህ ትንሽ ግራ የሚያጋቡ ጥያቄ ሲሆኑ ጥሩ ነገሮች እና አሪፍ ጥያቄ ነው። ተመችቶኛል

የወተት ተዋፅኦን ትወዳለህ የሚል ጥያቄ ነው? እንግዲህ ወተት እንግዲህ በጣም ደስ የሚለኝ በጣም የምወደው ነው። ወተትን እንግዲህ ስንመለከት ወተት በጣም በልዩ ሁኔታ የምወደው ነገር ነው። እና የእንግዲህ የወተት ተዋጽኦ ወይም የሚመጣው እንግዲህ ከላም ወተት ነው እና እኔ የምጠጣው የላም ወተት ነው። እና እንግዲህ የተለያዩ ወተቶች ቢኖሩም በጣም በሀገራችንም በጣም ሙሉ በሙሉ በሚባል ደረጃ የተለመደው የላም ወተት ነው። እና እንግዲህ የላሙን ወተት ስንመለከት ብዙ አይነት አስተዋጽኦ አለው። ብዙ አይነት ሂደት ከአሰራር እርከን ወይም ደግሞ የ ወተቱ ሂደት በጣም ሰፋ ያለ ረቀቅ ያለ ነገር አለው። እንግዲህ የላም ወተት እንግዲህ ከመጀመሪያው ስንመለከ ስንጀምር እንግዲህ ከላሟ ጥጃ ከወለደይ በኋላ አርግዛ ጥጃ ከወለደይ በኋላ። የመጀመሪያው እንግዲህ ጥጃዎች የሚጠባው እንገርህ የሚባለው ወይም ደግሞ ጥጃውን በደንብ የሚያፋፋው። ወተት ነውና ከተወሰነ ከሶስት ቀን በፊት አይጠጣም ያው ወተት እና ጥጃው ብቻ ነው የሚጠጣው። እና የተወለደው ጥጃ ከዛ ሲቀጥል ነው እንግዲህ ወተት የሚታለበው እንግዲህ ወተትን ስንመለከት ወተት የመጀመሪያው እንግዲህ ትኩስ ወተት የምንለው ማለት ነው ያ ጉልበት የሚሰጠን ማለት ነው። ትልቅ የሆነ የ ወተት አስተዋጽኦ በጣም ጥሩ ጥሩ የሚባል ብርታት የሚሰጠን ነው። እና እንግዲህ ወተት የሚባለው ትልቅ የሆነ ውጤት አለው። እና እንግዲህ ከወተት ሲጀመር ከትኩስ ወተት ስንጀመር ትኩስ ወተት በፍጥነት መጠጣት ትልቅ የሆነ የሀይል መጨመር እና የጉልበት መኖርን አንድ ላይ ተያይዞ ደግሞ እንዲሁ ጥሩ የሆነ በውስጡ አሪፍ የሆነ ጥሩ የሆነ የኢንዛይም አይነት አለው ማለት ነው። ወተት እና ትልቅ የሆነ ወተት ስንመለከተው በጣም ደስ የሚል ልዩ የሆነ ነገር ነው። ወተት እና እንግዲህ ከወተቱ ሲቀጥል የሚመጣው ምንድነው? ያው በተለያየ በባልዲ ሊሆን ይችላል በማሰሮ ሊሆን ይችላል። በተለያየ ነገር ወተቱ ይቀመጣል እየታለበ እየታለበ ሲቀመጥ ከሁለት ከሶስት ቀን በኋላ በሚገባ ወተቱ ደግሞ ይረጋና ወደ እርጎ የሚባለው ያ ደልቀቅ የሚደረገው ለመጠጣት በጣም የሚመቸው ወደ እሱ እንገባለን። እና እርጎን እንግዲህ ስንመለከት በጣም ደስ የሚለኝ እኔ እንደውም ከወተት አስተዋጽኦ ውስጥ የመጀመሪያው እርጎ ነው። ደስ የሚለኝ እና ያንን እርጎ እንግዲህ በመጠጫ እቃ በሚገባ ቆረስ ቆረስ እያለ እዛ እቃ ውስጥ ይገባ እና በጣም ደስ የሚል ስሜት የሚሰጥ ነው። እርካታ የሚሰጥ ነው። ያ እርጎ እና ከእርጎ ደግሞ አለፍ ስንል። እርጎ የጠጣነው ጠጥተን ወይም ደግሞ ለብቻ ደግሞ በሌላ እቃ የምናጠራቅመው ከሆነ። እርጎ ደግሞ ወደ ስራ ውስጥ ይጨመር እና ወይም ደግሞ ወደ ይሄን የምለው እንግዲህ ያው ገጠራማ ቦታዎች ላይ ያየሁትን ነው። እና እንዲሁ ደግሞ ከተማ ላይም በሚገባ ያየሁት አለ የሚያደርጉትን ማለት ነው። አንዳንድ ሰዎች ወተቱን ብቻ የሚያከራዩበት ሂደት አለ። ለሰዎች ለሆቴል ቤቶች የሚያከፋፍሉበት ሂደት አለ። እና አንዳንዶች ደግሞ እርጎውን ራሳቸውም የሚያከፋፍሉበት ለሰዎች የሚሸጡት ሂደት አለ። እና እና ከዚህ ለመቀጠል ደግሞ በማሽን ወተት የሚናጥበት ቦታ ላይ ከተማ ቦታ ላይ ገጠር ላይ ደግሞ በእንስራ የምትባል በሷ በሚገባ እዛ ውስጥ ይገለበጥና በሷ ይናጣል ቢያንስ እስከ ሰላሳ እስከ አንድ ሰዓት ይፈጃል። ለመናጥ ማለት ነው። በገጠራማ ቦታዎች ላይ በሚሰራው በማሰሮ እና ከተማም ላይ ያው ይሰራል እንጂ በጣም በዘመነ ቦታ ነው። እንግዲህ በጣም በተራቀቀ ቦታ ነው። በማሽን ወተቱ የሚናጠው እና እንግዲህ ከዛ በኋላ ወተቱ ከተናጠ በኋላ ወይም ደግሞ ከወተት ከትኩስ አልፎ ወደ እርጎ ሄዷል። ከእርጎ ደግሞ ያልፍና ወደ ቅቤ የሚባለው ደረጃ ላይ ይደርሳል። እንግዲህ ቅቤን ስንመለከት የተለያዩ ምግቦች ላይ ስንጠቀመው በጣም የሚጣፍጥ በጣም ደስ የሚል ስሜት ያለው ነገር ነው። እና ትልቅ የሆነ ደስታን የሚሰጥ ነገር ነው። ቅቤ እና ለሰውነታችንም በጣም ጥሩ ነገር አለው። እና እንግዲህ ከቅቤው ሲቀጥል ቅቤው ከተወጣ በኋላ ወደ አሬራ የሚባል ደረጃ ይደርሳል። ያው እኔ ገጠር የማውቀውን ነው እየተናገርኩት ያለሁት ያው ከተማም እንደዚሁ የሚጠቀሙበት ሂደት አለ። ከአሬራው በኋላ እንግዲህ አሬራው የሚገባ እሳት ላይ ይጣዳል ወይም ደግሞ የተለያዩ ስቶቮች ላይ ይጣዳል ማለት ነው። ከተማ ቦታ ላይ ከዛ በኋላ የእሳት ምድጃ ላይ ይጣላል ማለት ነው። ከዛ በኋላ ወደ አይብ የሚባለው በጣም የሚጣፍጠው አይብ የሚባለው ደረጃ ይደርሳል። ከዛ ወደ አጓት

ስራህን ትወደዋለህ የሚል ጥያቄ ነው? በሚገባ ስራዬን እወዳለሁ እንግዲህ የምሰራውን ስራ በደንብ ጠቅቄና በደንብ ተረድቼ የምሰራበት ሂደት አለና እንግዲህ ስራዬን በሚገባ እወዳለሁ ማለት ነው። እንግዲህ የምሰራውን ስራ ትልቅ በሆነ ሁኔታ አክብሬ በሚገባ ተደስቼበት ነው የምሰራው። እንግዲህ ያልተደሰቱት በተነሳው ስራ ከሰራ ምንድነው? አንደኛ ሁሌ ከራሱ ጋር የተጣላ ይቀጥላል የወይን ደግሞ ኑሮውን ይቀጥላል እና ሁለተኛ ደግሞ ትልቅ የሆነ የመንፈስ እርካታ አይኖረውም ማለት ነው። ሶስተኛ ደግሞ ትልቅ የሆነ የሞራል ድርቀት ወይም ደግሞ የሞራል መሰበር ደረጃ ይደርሳል። እና እንግዲህ እኔ ስራዬን በሚገባ ወድጄው እና ፈእጄ ነው የምሰራው ማለት ነው። እንግዲህ ስራችንን እየወደደ ስንሄድ ምንድነው አንደኛ ለስራችን ያለን ፍቅር በጣም ይጨምራል ማለት ነው። ሁለተኛ ደግሞ ትልቅ የሆነ የስራ ተነሳሽነታችን ለዛ ስራ የምንከፍለው ዋጋ በጣም በጣም በጣም ከፍተኛ የሚሆንበት ሂደት አለና ከዚህ ጋር ተያይዞ ነው። እንግዲህ በትልቁ መገንዘብና ማወቅ መረዳት ያለብን ማለት ነው ስራን በሚገባ መውደድ ያለብን ማለት ነው። እንግዲህ የማንወደው ስራ እንኳን ቢወድ ወደ ምንወደው ስራ ለመሄድ የምናመቻችም ነገር እስከምናመቻች ጥርሻችንን ነክሰን መስራት አለብን ብዬ ነው የማስበው። ምክንያቱም ያን ስራ ተለቀቅን ለምሳሌ ለሌላኛው ስራ ያስቀመጥነው ብር ወይም ገንዘብ ሊኖር ይችላል። እና ያንን ገንዘብ እናወጣለን ከዛ ስራ ከወጣን ግን ከዛ ስራ ካልወጣን ያን ገንዘብ እንደቋጠርን ከዚህኛው የምናገኘውን ለእለት ፍጆታችን። ለእለት ፍጆታችን ተጠቅመን ከዛ በኋላ ደግሞ ለሚያስፈልገን ነገር ወይም ደግሞ እዛ ደረጃ ስንደርስ ሰዓቱ ሲደርስ። ከዛ ስራ ለቀን ወደምንፈልገው በጀት ወዳስቀመጥለት ስራ ወደ ራሳችን ደስ ወደሚለን ስራ እንገለበጣለን ወይም ደግሞ ወደዛ ስራ እንሄዳለን። እና ከዚህ ከዚህ ጋር ተያይዞ ነው የሚለው ትልቅ የሆነ ጥንቃቄ መደረግ ያለበት ብዬ አስባለሁ። ምክንያቱም አንድ ስራ ስናስብ ትንደርደርን እዛ ስራ ላይ መግባት የለብንም ብዬ አስባለሁ ምክንያቱም ይሄን ያልኩበት ያንን ስራ ለመስራት ትልቅ የሆነ እኛ ባሰምነው መንገድ ላይሄድ ይችላል። ደግሞ እኛ ባሰምነው መንገድ ቀላል ላይሆን ይችላል። እና ለምሳሌ የሚያስፈልገንን ገንዘብ የተወሰነ ገንዘብ ይዘን ይቺ ብቻ ትበቃናለን ብለን ብንሄድ ያ ገንዘብ ደግሞ እንደዛ የበለጠ ነገር የሚያስፈልግ ከሆነ አደጋ ውስጥ እንወጣለን ወደ ሳውን ልመና የሰው ፊት ወደ ማየት እንሄድ እንችላለን። እና ከመውጣታችን በፊት ከምንሰራው ስራ ከመውጣታችን በፊት ስለዛ ስራ በደንብ በእውቀት የተጸና እንዲሁ ደግሞ ስራው ላይ ባሉ ሰዎች በደንብ መጠየቅና ማረጋገጥ ይኖርብናል ብዬ አስባለሁ። እኔ እንደምረዳውና እንግዲህ ስራችንን በሚገባ የመውደድ ሀላፊነት ወይንም ግዴታ አለብን ብዬ ነው የማስበው። የትኛውንም ነገር ለመስራት ሀላፊነት እስከወደድን ድረስ በሚገባ ጥንቃቄ ይዘን መስራት ይኖርብናል ማለት ነው። እንዲሁ ደግሞ የምሰራውን ስራ ጥሩ የሆነ ከፈጣሪ የማያጣላን ከተለያየ ከሰዎች የሚያጋጭን ይሆን ሰዎችን እንደውም በሚገባ ሰዎችን ሊጠቅም የሚችል ሰዎችን ሊረዳ የሚችል ስራን ብንፈጥር በጣም ጥሩ ነው አንደኛ ለእኛም ትልቅ ሰላም ነው ሁለተኛ ለሰዎችም ትልቅ አገልግሎት ይሰጣል። እንዲሁም ደግሞ ለእኛም ትልቅ የሆነ ገቢ ያስገባል እዛ ላይ ማለት ነው። እንግዲህ ስራን በአግባቡ ማርጠን የምንሰራው ደግሞ ታች ስራችንን የምንወድ ከሆነ እና እንግዲህ ለስራችን የሚወደዳችን ደግሞ ሌላኛው ጥቅም ምንድነው? ያ ያወደድነው ስራ በጣም በጣም ለሱ መስዋዕት እንክፍላለን እንዲሁ ደግሞ መስዋዕት መክፈላችን ብቻ ሳይሆን የተለያዩ ውድካም ይደክመን እንዲሁም ደግሞ የተለያየ የተለያዩ የአካል ይመዛል ቢገጥመን አካላችንን ቢዝል እንዲሁም ደግሞ በጣም ድካም ቢሰማን አጋጣሚ ሆኖ በስራ መብዛት ምክንያት ምግብ ሳንበላ እንኳን ምግብ ቢርበን እንደዚህ እንደዚህ ያሉ ነገሮችን ስራውን አስወደድነው ድረስ መቼም ልንጠላው አንችልም ጭራሽ ፍቅሩ እየጨመረ ወይም ደግሞ ስራው እየጨመረ የሚሄድበት ሂደት አለና በጣም ስራችንን ውድን መስራት ይኖርብናል ማለት ነው። እንግዲህ የማንወደው ስራ ላይ ስንሆን እንደውም የማንወደው ሰው ስራ ላይ ስንሆን ይሄን ሰው እያልወደውም ብለን ስራውን መልገም የለብንም ማለት ነው። ምክንያቱም ለዛ ሰውዬ እንደዛ እንደሆንን ነው ሁሉ የኛንም ስራ ስንከፍተኝ ደግሞ ወደ እኛ ስራም ስንመጣ ትልቅ የሆነ ውዝግብ ከራሳችን ጋር የምንገጥምበት ሂደት ይኖራል። እና ከዚህ ከዚህ ተያይዞ ትልቅ ጥንቃቄ ልኖር ይገባልና የራስህን ስራ መውደድ በጣም ጥሩ ነው ብዬ አስባለሁ

በመስኮት ጎን መቀመጥ ትወዳለህ? የሚል ጥያቄ ተነስቶልኛል አሪፍ ጥያቄ ነው እንግዲህ በመስኮት ጎን መቀመጥ በጣም በጣም ደስ ይለኛል። በተለይ መኪና ውስጥ ስንቀሳቀስ ማለት ነው ምክንያቱም ደግሞ ትልቅ የሆነ የእንቅስቃሴ ሂደት ሰን በማረግበት ሲኖር ወይም ደግሞ በመኪና ውስጥ በሚሄድበት ጊዜ ሙቀት ያው እንደ አጠቃላይ እኔ ሙቀት በጣም ደስ አይለኝም ሙቀት ሲኖር ይረብሸኛል እና ያንን መስኮት እዛ ጋር ጠጋ ብዬ ከፈታ አድርግቼ የተለያዩ የሀገራችንን መልካም ምድር አቀማመጥ እየተመለከትኩ ንፋስ እየገባ፣ ንፋስ እየመታኝ በተወሰነ መንገድ ቀለል ባለ ሁኔታ ንፋስ እየተቀበልኩ ጉዞ የማደርግበት ሂደት አለና በመስኮት ጎን መቀበጥ ትወዳለህ የሚባል የሚለው ነገር በጣም እወዳለሁ ማለት ነው፣ እና እንዲሁ ደግሞ ደስ የሚለኝ ነው ለምሳሌ አንዳንዴ ደግሞ መኪና ውስጥ የተለያዩ ሰዎች የሚያማቸው ሰዎች ይኖራሉ ወደ ላይ ምናምን የሚላቸው ሰዎች ይኖራሉ እና እንደዚህ በዚህ በዚህ ጊዜ ላይ እኔም ውስጤ እንዳይረበሽ ወይም ደግሞ ወደ ላይ እንዳይለኝ ወይም ደግሞ ውስጤ የሆነ የመረበሽ ባህሪ እንዳይኖረው በፍጥነት ወደ መስኮት ወጣ ብዬ ወደዛ ከንፋሱ ጋር ብቻ ሆኜ የምቀጥልበት መንገድ አለ ጉዞዬን የምቀጥልበት ሂደት ነውና ከዚህ ከዚህ ጋርም ተያይዞ ነው እንግዲህ ወደ ዳር መቀመጥ ደስ የሚለኝ ማለት ነውና በብዙ መንገድ ወደ ዳር መቀመጥ ደስ ይገኛል ማለት ነው። እንደ አጠቃላይ ስመለከትና እንዲሁም ብዙ ጊዜ አንዳንድ ሰዎችን ደግሞ ስመለከት በጣም ወደ ፊት ለፊት መቀመጥ ወይም ደግሞ ወደ ገቢና በፍጥነት የሚሮጡበት ሂደት አለ እና ያን ያህል ጥሩ መሆኑን በሚገባ ያው የመንገጫገጭም ደግሞ የመሬቱን ማቀማመጥ ሂደት ይለያያል እና ያው የቦታውም የመንገዱም ሁኔታ ይለያያል በርግጥ አንዳንድ ፒስታ የሆነ መንገድ ላይ ሲሆን በጣም የሚያሸግረኝ ወይንም ወይንም ወይንም የመግፋት ወይንም ደግሞ ትንሽ የማንገጫገጭ ባህሪ ስለሚኖረው ያ ያ ሲሆን እንግዲህ ወደ በፊት በኩል ትንሽ ሻል ስለሚል የመንገጫገጩ ነገር ያ ያንን እያዩ ነው መሰለኝ ሰዎች በጣም ወደ ድብድብ ራሱ የሚገቡበት ሂደት አለ ከፊት እኔን የቀደምኩት የሚልና በጣም እየሳኩ ነው የምገረምበት ጊዜ አለና እና አንዳዴ ማህበረሰባችን እየሆነ ያለውን ነገር ስናይ ግራ የሚያጋባ ሂደትም አለው እንዲሁም ደግሞ ውስጥ ውስጡን ደግሞ በጣም ጥሩ ጥሩ የሚባሉ ሰዎችም እንዲሁ በሚገባ አሉና እንደ አጠቃላይ ደግሞ ስንመለከት ትልቅ የሆነ የ የ መኪና አጠቃቀምን ህግጋታ ይዞ ትልቅ የሆነ ጥሩ የሚባል የአጠቃቀም ሂደት የሚከናወንበት ቦታዎችም እንዲሁ ደግሞ አሉ ማለት ነው። እንደ አጠቃላይ ደግሞ ጠቅለል አድርገን ስንመለከተው በመስኮት በሆን መቀመጥ እንግዲህ ሌላ ሌላ ጉዳት ሊዳርገን ይችላል ለምሳሌ መስኮቱ ጎን ስንቀመጥ ሳይታወቅ ለምሳሌ ንፋስ እየገባ ጆሯችን ከዛ በንፋስ በኩል ከሆነ ንፋስ እንግዲህ ያው መኪና መቼም ሲሄድ የንፋሱ ግፊት በደንብ ይጨምራል እና የመማታ ታቅማለህ አለው ማለት ነው ንፋሱ በዛ የመኪናው ውስጥ በሚፈጥን ጊዜ እና ያ በሚደረግበት ጊዜ ንፋሱን ያው እንግዲህ ሰንጥቆ መኪናው ማለፍ ሀይል ስላለው ስለዚህ ይሄ ደግሞ የሆነ ቀዳዳ ነገር ሲያገኘ ንፋስ በዛ በቀዳዳ ውስጥ የመግባት አቅም አለውና መስኮቷ ክፍት ከሆነችና ጆሮውም ከዛው ጋር ግንኙነት ካለው ጆሮውን በጣም የሚመታበት ሂደት አለና ጊዜው ንፋሱ ብቻ ይወጣል ይመስለናልና ምንም ሳይታወቀን እንቅስቃሴ እያደረገን ዝም ብለን እንሄዳለን እና ከተወሰነ ሰዓታት በኋላ ደግሞ ከመኪናው ወርደን የሆነ ቦታ አረፍ ትንሽ ቆይተን ጆሯችን የሆነ የመጮህ ባህሪ ደግሞ የመደፈን ባህሪ ያሳያል እና ያ ደግሞ የሚፈጠረው ምንድነው የተለያየ ንፋስ ግፊት ሲኖር ያያ ሲኖር እንግዲህ ጥንቃቄ ያስፈልጋል እና ያ ፊት ሲመታው ነው እንግዲህ ጆሯችን ወደ ኋላ መስማት ደረጃ የሚደርሰው እና ከዚህ ከዚህ ጋር ተያይዞ ጤናችንንም መጠበቅ ይኖርብናል። አንድ ቦታ ስንመርጥ ለምን መረጥን የሚለውን ማሰብ አለብን ጉዳቱ ምንድነው የሚለው ነው በሚገባ መረዳትና ማወቅ መገምገም አለብን ማለት ነው እና እንግዲህ ጥሩ በሆነ ሁኔታ እንግዲህ በመስኮት በኩል መቀመጥ ጥቅሙንም ጉዳቱንም በተወሰነ መንገድ የገለጽኩ ይመስለኛልና እንደ አጠቃላይ እንግዲህ ጥቅምም እንዳለው እንዳልኩት ጥቁር ጉዳትም አለው ማለት ነው በመስኮት ቦታ መቀመጥ እና ይሄን ይመስላል እንግዲህ አጠቃላይ በመስኮት ጎን መቀመጥ እንግዲህ እንደ አጠቃላይ

ጾም ትጾማለህ የሚል ጥያቄ ነው? እንግዲህ ጾም በሚገባ እጾማለው እና እንግዲህ ያው ጾም የሚጾመው እንግዲህ በዋነኝነት የፈጠርን አምላክ ወይም ደግሞ ፈጣሪን ለማሰብ ነው እና በሚገባ የምጾምበት ሂደት አለና በተለያየ ጊዜ ላይ የጾም ጸሎት ጊዜ የሚደረግ ጊዜ እና ሰዓት አለው እና ከዛ ጋር ተያይዞ እንግዲህ በሚገባ ጾማለው ማለት ነው። ዋና ዋና የሚባለው የጾም አይነቶች ቢገባ እጾማለው ለምሳሌ የገናን ጾም ሙሉ በሙሉ ጾማለው። እንዲሁም ደግሞ የፋሲጋን የአብይ ጾም የሚባለውን ትልቁን ጾም በሚገባ ጾም አለውና እንግዲህ ጾም መጾም እንግዲህ ትልቅ የሆነ ከፈጣሪ ጋር የሚያገናኝ ወይም ደግሞ ፈጣሪን በሚገባ የሚያስታውሰን ነውና ትልቅ የሆነ መንፈሳዊ ህይወት የምናስብበት ሂደት ነው። እንግዲህ ጾምን ስንመለከት እንደ አጠቃላይ እና እንግዲህ በሚገባ ጾምን እጾማለው ማለት ነው። ያው በተለያየ ጊዜ ነው እንግዲህ ጾም የሚጾመው ወይም ደግሞ በተለያየ ጊዜ ነው የጾም ጊዜ የሚመጣው እና በብዙ ወራቶች ልዩነትም እንዲሁ የሚጾምበት ሂደት አለና እንዲሁ ደግሞ አስራ ስድስት የምትባል ነይ ነይ የምትባል ጾም አለች። እና እንዲሁም ደግሞ ብዙ አይነት ደግሞ በየወራቱ ልዩነት ብዙ ጾሞች አሉ። እና እንግዲህ በሚገባ ያው የምጾምበት ሂደት አለና እንግዲህ ጾም ጸሎት ደግሞ ጾም ጸሎት ሲደረግ ምንድነው? በጣም ጠለቅ ብለን እንዲህ ያህል ነገሮችን መረዳትና ማወቅ ይኖርብናል ማለት ነው። እንግዲህ የሃይማኖትን ደግሞ በምናምነው እምነት የተለያየ ጾም እንጾማለ እና እንዲሁም እኔም በሚገባ በማምነው እምነቴ በሚገባ እጾምለው እና እንደ ማንኛውም ኢትዮጵያዊ ወጣት እንግዲህ በሚገባ የጾም እና የጸሎት ጊዜም አለኝ ማለት ነው። እንዲሁም ደግሞ በተለያየ የጾም ጊዜ እንግዲህ ለምሳሌ በአብይ ጾም ስንመለከት ያንን ጾም የሚጾምበት እንግዲህ ዋናኛ ምክንያት የጌታችን መድኃኒታችን ኢየሱስ ክርስቶስ ለሰዎች ብሎ ወይም ደግሞ ለእኛ ብሎ በሚገባ ተሰቅሎ እንደሞተ ያሰብን በሚገባ በጸሎት የምንኖርበት ወይም ደግሞ የጾምን በሚገባ የምናከናውንበት ሂደት ነውና። እንግዲህ ጾምን ስንመለከት ከፈጣሪ ጋር በደንብ የሚያገናኘንን ነገር ነው የምንመለከተው እና እንደ አጠቃላይ እንግዲህ ስንመለከት ጾምን በሚገባ እንግዲህ ሰው ልጅ ሲባል በሚያምነው እምነት በተለያየ ሁኔታ የሚጾምበት ሂደት አለና እንዲሁ ደግሞ በሚያምነው አምላክ ስም የሚጾምበት ሂደት አለ። እና እንግዲህ ዋናውን ጾምን ስንመለከት እንግዲህ ለምሳሌ ከጠዋት ጀምሮ እስከ ዘጠኝ ሰዓት የሚጾም ጾም አለና ያ ጊዜ ላይ እንግዲህ ምንድነው? ከዘጠኝ እስከ ዘጠኝ ሰዓት የሚጾምበት ሂደት ወደ ምሳ ሰዓት አካባቢም ሆነ ከዛ በፊት የራብ ስሜት ይኖራል እና እንደዛ እንደዛ ስሜት ሲኖር ፈጣሪን እንድናስብ በሚገባ ከእሱ እንዳንርቅ እና ለእኛ ብሎ መሰቀሉን እንዲሁ በሚገባ ልናውቅ ደግሞ እንድንረዳ የሚያደርገን የጾሙና የጸሎት ጊዜ ነውና። እንግዲህ በአጠቃላይ ጾሙን ስንመለከት ከፈጠረን አምላክ ጋር በሚገባ እንድንገናኝ ሲባል እና እንዲሁ ደግሞ ጥልቅ የሆነ ያው እውቀት የያዘ ነገር ነውና በሚገባ ከዚህ ጋር ትልቅ ቁርኝት አለው። እና እንግዲህ እንደ አጠቃላይ የማንኛውም ሰው እምነት ያለው ሰው በአጠቃላይ የተለያዩ ሂደቶችን የሚያደርገኝ ደግሞ የተለያዩ ጾሞችን የሚጾምበት እንዲሁ ደግሞ የጾም ምግቦችን የማይመገብበት ጊዜ አለና እንደየ እምነቱ አጠቃላይ እንግዲህ ያው ጾም ትጾማለህ የሚለው ጥያቄ በሚገባ ጾም አለው ማለት ነው እና አጠቃላይ ይህንን ይመስላል ማለት ነው። እንግዲህ የጾም ሂደት ወይም ደግሞ የጾምን ማብራሪያ በተወሰነ መንገድ ገልጫለሁ ብዬ አስባለሁ። አንድ አጠቃላይ ይሄን ይመስላል

ስማርት ፎን ትጠቀማለህ የሚል ጥያቄ ነው? እንግዲህ ስማርት ፎን በሚገባ እጠቀማለሁ ያው በአቅሜ ልክ ቢሆንም ስማርት የሆነ ስልክ ነው የያዝኩት ወይም ደግሞ ጠንካራ የሆነ ስልክ ነው። የያዝኩት እና በሚገባ እጠቀማለሁ እና የተለያዩ ስራዎችንም የኦንላይን ስራዎችንም በሚገባ ስለምሰራበት ጠንከራ ያለ ስልክ ነው። ገዝቼ እየተጠቀምኩ ያለሁት እና እንግዲህ የስልክ አጠቃቀም እንዲሁ ሂደት ይኖራል። እና የስልኩን አቅም ጋር ተያይዞ ለምሳሌ ጂቢው ምን ያህል እንደሆነ እሱ እሱን እያንዳንዱን ነገር አይቼ ነው የገዛሁት። እና ምክንያቱም ብዙ ነገሮችን እይዝበታለሁ እና ብዙ ነገሮችን እሰበስብበታለሁ እንዲሁም ደግሞ የተለያዩ ትምህርት አይነቶችንም የማወርድበት ዳውንሎድ አርግቼ የማወርድበት ሂደት አለ። እና በብዙ መንገድ ይሄንን የስልክ ስማርት የሆነ ስልክ ነው በሚገባ የምጠቀመው እና ለበብዙ መንገድ እንግዲህ ደህና ስልክ መያዛችን ጥቅም አለው ብዬ አስባለሁ። እንግዲህ ጥቅሙን ስንመለከት ለምሳሌ ትንሽ አቅም የሌለው ስልክ ከሆነ በቀላሉ ስቶሬጁ ወዲያው ይሞላብናል እና እንዲሁም ደግሞ የመሸከም አቅሙን በጣም ጥቂት ትሆናለች ማለት ነው። ከዚህ ጋርም ተያይዞ እንግዲህ ትልቅ ልዩነት ይኖረዋል እና እንዲሁም ደግሞ ትንሽ ቀለል ያሉ ስልኮች በቀላሉ ትንሽ ነገር ኢንተርኔት በርቶባቸው ሲጨናነቁ በጣም ስታክ የሚያደርጉበት ሂደት ይኖራል። እና ከዚህ ከዚህ ጋር ተያይዞ እንግዲህ ጥላት ያለው ስልክ መያዝ በጣም ጥቅም አለው እንዴት ጥቅም እንዳለው በሚገባ ተረድቻለሁ። የተለያዩ ኦንላይን ስራዎችን ስሰራበት ለሚገባ ተጠቅሜበታለሁ እና እንዲሁም ደግሞ ትልቅ የሆነ የ የተለያዩ ቪዲዮዎችን ለማውረድ እንዲህም ደግሞ የተለያዩ አስፈላጊ አፖችን በሚገባ ለመጫን ጥሩ የሆነ የስቶሬጅ መጠኑ በጣም ከፍ ያለ ስለሆነ ራሙም በጣም ምርጥ ስለሆነ ለአጠቃላይ ለኔ በሚመጥነኝ ደረጃ አሪፍ ነው። ብዬ አስባለሁ በጊዜ ሂደትም ደግሞ ከዚህ የተሻለ ስልኩ ስልክን በሚገባ ለመያዝ እሞክራለሁ ወይም ደግሞ የተሻለ ለመያዝ የረዥም ጊዜ እቅድ አለኝ። እና እንግዲህ በጊዜ ሂደት ይሄንን የማሳካው ይሆናል ብዬ አስባለሁ። እና በዚህ አሁን ባለው ሁኔታ በሚገባ በዚህ እየሰራሁበት እገኛለሁ እና እንግዲህ የተሻለ ስራንም ደግሞ ለመስራት የተሻለንም ለምሳሌ ካሜራ ካሜራን ስንመለከት ትልቅ የሆነ ልዩነት ይኖረዋል። ስልኩ በጣም ስማርት እየሆነ በሚሄድበት ጊዜ ወይም ደግሞ በጣም ዋጋው እየተወደደ ወይም ደግሞ ሞዴሉ በጣም ቅርብ ጊዜ እየሆነ ሲሄድ በሚገባ የ ፎቶ ጥራቱ በሚገባ ምርጥ የሚሆንበት ሂደት አለ። እንዲሆም ደግሞ ለተለያዩ ለምሳሌ ለቪዲዮ ኤዲቲንግ ለተለያዩ ስራዎች ቪዲዮ ለመቅረጽ ምናምን እንደዛ አይነት ሂደቶችን ለማድረግ በሚገባ ይጠቅማል ማለት ነው። ደህና ስልክ ማለት ነው ግዴታ ካሜራ ምናምን የማንጠቀምበት ሂደት ይኖራልን? ደህና ስማርት የሆነ ስልክ ከያዝን እና እንግዲህ እንደ አጠቃላይ ጥሩ ስልክ መያዝ በሚገባ ይጠቅማል ብዬ አስባለሁ። ምክንያቱም ለምሳሌ የተለያዩ ትምህርቶችን በሚገባ ጭኜበት ይዤበታለሁ እንዲሁም ደግሞ የተለያዩ ፎቶዎችን ፋይሎችን ይዤበታለሁ እና እንዲሁም ደግሞ የተለያዩ በስራ ግንኙነት የያዝኳቸው የተለያዩ ፋይሎች አሉ እና እነኚን አጠቃላይ እንግዲህ ሰብሰብ አርግቶ የመያዝ አቅሙ እንግዲህ ሰፋ ያለ የሆነው የ የ ስቶሬጁ መጠን ከፍ ያለ ስለሆነ ነው። እና እንግዲህ ጥራት ያለው ስልክ ስንይዝ እንግዲህ ዋናኛ ጥቅሙ እንደዚህ አንዱን ስልክ በርካታ ነገሮችን ሰብሰብ አድርገን አንድ ቦታ የመያዝ አቅም ይኖረናል። እና በአጠቃላይ እንግዲህ የስማርት ስልክ ወይም ደግሞ ስማርት ፎን ተጠቃሚ በሚገባ ነኝ እላለሁ። እና ከዚህም ደግሞ የተሻለ ስልክ በሚገባ በጊዜ ሂደት የምጠቀመው ይሆናል እና እንደ አጠቃላይ እንግዲህ ጥሩ ስልክ መያዝ ለየትኛውም ስራ አመቺ የሚሆንበት ሂደት አለ። ከባትሪው ጋርም ተያይዞ ከ ስክሪን ጋም ተያይዞ እንዲሁ ደግሞ ከተለያየ ከውስጡ ካሉ የአፕሊኬሽን አጫጭኖች ጋም ተያይዞ ትልቅ የሆነ ልዩነት ይኖረዋል። እና ጥራቱ በጨመረ ቁጥር ከዚህ ከዚህ ጋር ተያይዞ እንግዲህ አሪፍ የሚባል ስልክህ በተወሰነ መንገድ ይዤያለሁ ብዬ አስባለሁ። በጊዜ ሂደት ደግሞ የምቀይርበት ሁኔታ ይኖራል። እና ይሄን ይመስላል

ስለቤተሰቤህ ንገረኝ የሚል ጥያቄ ነው? እንግዲህ እንግዲህ ስለቤተሰቤ ቤተሰቤ ስነግርህ ምንድነው እንግዲህ ቤተሰቦቼ በሚገባ ጎበዝ ታታሪ የሆኑ እናትና አባት አለኝ። እንግዲህ ቤተሰቦቼን ስመለከት በሚገባ ብዙ ነገሮችን እንዳስብ ብዙ ነገሮችን የተሻለ ደረጃ ላይ እንድደርስ እንግዲህ የመጀመሪያውን ሂደት ወይንም ደግሞ የመጀመሪያውን የቀረጹኝ እንግዲህ ከልጅነቴ ጀምሮ ቤተሰቦቼ ናቸውና። እንግዲህ ቤተሰቦቼን ወይም ደግሞ ስለ ቤተሰቦቼ ስነግርህ ቤተሰቦቼ ጥሩ የሚባል ከጥሩ የሚባል ማህበረሰብ ጋር እንደመኖራቸው መጠን እንግዲህ በሚገባ እኔንም ጥሩ አድርግተው አሳድጎኛልና በሚገባ ተለያዩ ስተቶች ተቆጥቤ በሚገባ እንዳድግ አድርገውኛልና ትልቅ የሆነ ክብር ይገባቸዋል ብዬ አስባለሁ። ምክንያቱም በተለያየ ምክንያት ወደ አልባሌ ቦታ ወደ ሱስ ቦታ እንዲሁ ደግሞ ወደ ተለያየ ስህተት ቦታ ሳልንቀሳቀስ ጥሩ በሆነ የአእምሮ ብልጽግና ወይም ደግሞ የአእምሮ እድገት በሚገባ አነጻውኝ በሚገባ ኮትኩተውኝ ትልቅ ደረጃ ላይ እንድደርስ የረዱኝ እንግዲህ የመጀመሪያው ቤተሰቦቼ ናቸው። እና ቤተሰቦቼን ምንድነው? ጠንክሮ መስራትና ታታሪነት አይባቸዋለሁ ቤተሰቦቼ ላይ እና ያንን ነው እኔ ላይም በሚገባ የተጋባው ብዬ እላለሁ እና እና እንግዲህ እንዳልኩትም ያው ቤተሰቦቼ በጣም ጎበዝ የሆኑ በጣም በጣም ጎበዝ የሚባሉ የቤተሰብ ከቤተሰብ የወጣው እኔም ደግሞ ከእነሱ ቤተሰብ ከቤተሰቦቼ የወጣሁ ነኝ ማለት ነው። አሁን እንደ አጠቃላይ እና ስለ ቤተሰቦቼ እንግዲህ ስነግርህ አባቴ በሚገባ ትልቅ የሆነ የአርብቶ አርሶ አደር በጣም ትልቅ የሆነ ሞዴል የሆነ አርሶ አደር ነውና። እንዲሁም አለቤቴ ያው አብረው አንድ ቦታ የሚኖሩት እንግዲህ በሚገባ አርሶ አደር የአርሶ አደር ቤተሰቦች ናቸው። ቤተሰቦቼ እና አርሶ አደር ናቸው እና በሚገባ የገጠር ቦታ ላይ የተለያዩ የአታክልት አይነቶችን በሚገባ አልምታው የተለያየ የተለያዩ የፍራፍሬ ዝርያዎች እንዲህ ደግሞ የተለያዩ ደስ የሚሉ የናታ አትክልት አይነቶችን በሚገባ አባቴ ጥሩ የሆነ ህይወት የሚኖሩበት ሂደት አለና። ገጠር ላይ የተለያዩ ለምሳሌ መብራት አክሰሶች ባይገቡም የተለያዩ የሶላር ሲስተሞች ተጠቅሞ የሚገባ ትልቅ የሆነ የቤቱ ላይ በሚገባ ተጠቅሞ የተለያየ ቦታ ላይ በማብራት እንዲሁ ደግሞ በተለያየ የውሃ አጠቃቀም ሂደትን በሚገባ አሪፍ የሆነ የአሰራር ሂደትን ተከትሎ በሚገባ እንግዲህ ገጠር ላይ ትልቅ የሆነ ከተማን የሚመስል ኑሮ የሚኖሩ ናቸው። እንግዲህ ቤተሰቦቼ እና ትልቅ የሆነ አሪፍ የሚባል የኑሮ ደረጃ ላይ ናቸው ብዬ ማለት እፈልጋለሁ። ምክንያቱም በሚገባ ታትረው የሚሰሩ ቤተሰቦች አሉኝ እና እኔም ደግሞ እንግዲህ ከዛ የወጣሁ ነኝ ብየ እያሰባለሁ እና እኔ በሚገባ ከእነሱ ደግሞ የተሻለ ሆኜ ትልቅ ደረጃ ላይ ደርሺ በሚገባ ቤተሰቤን አጠቃላይ ጭራሽ ማንኛውንም ነገር እንዳይሰሩ ለማድረግም ትልቅ ህልም አለኝና እሱን በሚገባ አሳካለሁ ብዬ አስባለሁ እና በጊዜ ሂደት ያው ሁሉም ነገር ይይሳካል ብዬ አስባለሁ። በሚገባ ከእኔ የሚጠበቀው ማለት ስራ እየሰራሁ ነው የሚለውን እንዲሁም ደግሞ በምን አይነት መንገድ ላይ እየሄድኩ ነው የስራ ከዛሬ ሁለት አመት በኋላ ምን አይነት ደረጃ ላይ ያደርሰኛል? የሚለውን እንደዚህ እንደዚህ አይነት ሳቢዎችንም በሚገባ ለራሴ እየጠየከው ወይም ደግሞ እየተረዳሁ ትልቅ የሆነ እንቅስቃሴን እያደረኩ እገኛለሁ አሁን ባለሁበት ሁኔታ እና እንግዲህ ለዚህ እንቅስቃሴ ዋናኛው እንግዲህ ቤተሰብ ነው ብዬ አስባለሁ። ለልጆች መሰረት የሚሆኑት እንግዲህ ቤተሰብ ናቸው ብዬ እረዳለሁ። ምክንያቱም ለምሳሌ ቤተሰብ አጫሽ ምናምን የማይረባ ቦታ የሚውል ከሆነ ልጅም ያንን ያያል በመሰለው መንገድ ልክ ወጣት ልጅ እንደሱ ባሉ ልጆች ጋር ልክ መጠጥም ሆነ የተለያዩ ቦታዎች በመዋል የተለያየ ነገሮችን ለምዶ ይመጣበት ሂደት አለ። እና አጠቃላይ ስንመለከት የጎበዝ ቤተሰብ ካለ እንዲሁ ደግሞ ልጆቹ በጣም ከዛ የባሰ ጎበዝ የሚሆንበት ሂደት አለ እና እንደ አጠቃላይ ይሄን ይመስላል ማለት ነው። እንግዲህ

ኮምፒውተር መጠቀም ትችላለህ የሚል ጥያቄ ነው? አሪፍ ጥያቄ ነው እንግዲህ ኮምፒውተር መጠቀም ትችላለህ የሚለው በሚገባ እችላለሁ። አሁን እጄ ላይ ኮምፒውተርሽ ባይኖርም የተወሰነ ጊዜ ተጠቅሜበት ነው መልሼ ወደ ሽያጭ የገባሁትን ደግሞ ጭራሽ በሚገባ ወደ ተለያየ ስራ ስመለስ ወይም ደግሞ የተለያየ የራሴን ስራ የሚለውን ስመለስ እና ወደ ስራዬ ስገባ ትልቅ የሆነ የ ስራ ሂደትን ለማቀላጠፍ ወይም ደግሞ ስራውን በሚገባ ለመስራት ግዴታ እጄ ላይ የለው ነበር እና እጄ ላይ ተቀምጦ ተለያየ ነገርክ። በዚህ ጊዜ የማልሰራበትን ስለዚህ ቶሎ ሸጬ የተሻለ ለውጥ ማምጣት አለብኝ ብዬ በጊዜው ያው የተለያዩ የ ኦንላይን ስራዎችን አልሰራም ነበር ያው የዛሬ ቆይታ አመት ነው። እና ሁለት አመት ምናምን በፊት ይመስለኛል እና እንግዲህ ያንን ያደረኩትበትን ምክንያት እንዳልኩት ያው ፋይናንስ እጥረት ስለነበረብኝ እጄ ላይ ስለሌለና የው ወደ ራሴ ስራ ለመመለስ ትልቅ የሆነ ህልም ስላለኝ መልሼ ወደ ገበያ ያዋልኩት ሂደት አለና። እንግዲህ ኮምፒውተር ስንመለከት በጣም ጥሩ የሚባል የአጠቃቀም ሂደት አለው እና አሁን አሁን ላይ ደግሞ በሚገባ እንግዲህ የተለያዩ ስራዎችን የምንሰራበት ለምሳሌ የቪዲዮ ኤዲቲንግ ስራዎችን እንዲሁም ደግሞ የተለያዩ ግራፊክስን ማንኛውንም በስልካችን የምንሰራውን ስራ በቀላሉ እዛ ላይ ሰፋ ባለ ስላይድ በሚገባ ዘና ብለን የምንሰራበት ሂደት አለና። እንግዲህ ኮምፒውተር በሚገባ እጠቀማለሁ ወይም ደግሞ በሚገባ ተጠቅሜበታለሁ እና ያው አሁን እጄ ላይ ባይኖርም ወደፊት ደግሞ በሚገባ ከዚህ ከኦንላይን ስራዎች ጋር ተያይዞ ትልቅ የሆነ እሳቤ ስላለኝ ይሄንንም በሚገባ ማስተካከልበት ሂደት ይኖራል። እና እንደ አጠቃላይ እንግዲህ ኮምፒውተር ስራ ኮምፒውተር ስናወራ ትልቅ የሆነ የ ስራዎችን በጣም በቀላሉ ሁኔታ የምንሰራባቸው ሂደቶች አሉ። ለምሳሌ እንደምሳሌ እንኳን ብናይ ለምሳሌ ግራፊክ ዲዛይን ብናይ በስልካችን ይዘን ጠቅ ጠቅ ከምናደርግ ይልቅ እዛ ላይ ሰፋ ባለ ሁኔታ የተለያዩ ለምሳሌ የምንፈልጋቸው የ የቱሎች ወይም ደግሞ እዛ ላይ ግዴታ የሚያስፈልጉ የተለያዩ ስራውን የምንሰራባቸው ማቴሪያሎች አሉ። እና ስልካችን ላይ ሲሆን በጣም ውስብስብ ናቸው በየቦታው የተደበቁ ናቸው እነሱን ፈልገን ፈልገን ነው ግዴታ የምናገኘው እዛ ላይ ግን ሲሆን በቀላሉ ሁሉም ጋር ተቀምጠዋልና ከዛ ውሰድ ውሰድ እያደረግን ጊዜያችንን ቆጠበን በሚገባ እንሰራለን ብዬ አስባለሁ። እንዲሁ ደግሞ ከዚው ጋም ተያይዞ እንግዲህ ስለ ኤዲቲንግ ስናወራ ወይም ደግሞ ኤዲቲንግንም ስንመለከት በጣም እዛ ላይ በጣም ጥሩ የሚባል ስራን ይሰራል እና ስልክ ላይም ያው አሪፍ የሚባል ስራ ይሰራል። ግን ከዚህ ከስልኩ የተሻለ ደግሞ ስላይዱ ሰፋ ስለሚል እያንዳንዱ ቱሎዎችን እዛ ፊት ለፊት ስለሚገኙ በቀላሉ መስራት እንችላለን ብዬ አስባለሁ። እንደ አጠቃላይ እና እንግዲህ በብዙ መንገድ ኮምፒውተርን እንጠቀማለን እንዲሁም ደሞ ለተለያዩ ትምህርቶች እንጠቀመዋለን ማለት ነው። ብዙ ኮርሶችን በአንድ ላይ በአንድ በኩል በፋይል መልኩ በየግላቸው የሚቀመጡበት ሂደት አለና እንግዲህ ሰብሰብ አድርግተን አስቀምጠን ትልቅ ስራዎችን ለመስራት እንግዲህ የምንጠቀመው ኮምፒውተር ሂደት ትልቅ የሆነ አሪፍ የሆነ አቅም የሚያስገነባ ነው። ብዬ አስባለሁ እና እንዲሁ ደግሞ በተለያዩ የሶፍትዌር እንትኖች ጋር በጣም ቁርኝት ስላለው ወይም ደግሞ ጠቅላላ ከዛው ጋር ግንኙነት ስላለው በደንብ እንደዚህ አይነት ነገሮችን ሶፍትዌሮችን በደንብ ላው ላይ የምንጭንበት ሂደት አለና እንዲሁም በሚገባ ስራዎችን መስራት እንችላለን ማለት ነው። በሱ እንግዲህ አጠቃላይ ስንመለከት ኮምፒውተር በሚገባ የሚጠቅም ደግሞ ጥሩ የሚባል ነገር ነው ብዬ ነው የማስበው ምክንያቱም እያንዳንዱ ነገር በኮምፒውተር መስራት የሚቻልበት ሂደት ስላለ ዋናውም ደግሞ መስሪያ መንገዱ እሱ ነው የሚገባ እና ያው ስልክ ግዴታ እንደ አማራጭ ስናጣ ነው። እንግዲህ በስልክ የምንሰራው እንጂ በሚገባ በኮምፒውተር ስንሰራ ማንኛውም ነገር ጥሩ የሆነ ቀረጻም ሆነ የተለያዩ ቪዲዮዎችን በሚገባ የምንመለከትበት ሂደት ይኖራል። እና እንደ አጠቃላይ እንግዲህ ይሄን ይመስላል እንግዲህ ስለ ኮምፒውተር የተወሰነ ነገር ለማለት ሞክሬያለሁ። በአጠቃላይ ይሄን ይመስላል

ጭንቀት ሲሰማ ምን ታደርጋለህ የሚል ጥያቄ ተጠይቄያለሁ አሪፍ ጥያቄ ነው። እንግዲህ የጭንቀት ሲሰማኝ የማደርገው እንግዲህ የመጀመሪያው በምክንያት ጭንቀት እንደጨነቀኝ ራሱ ከምን እንደመነጨህ በደንብ ራሴን እገመግማለሁ የመጀመሪያው ስራዬ ይሄ ነው። እና ያ የጨነቀኝ ነገር ከተለያየ የስራ ሂደት ሊሆን ይችላል እንዲሁም ደግሞ የተለያየ የፍቅር ህይወት ሊሆን ይችላል ወይም ደግሞ የተለያየ የቤተሰብ ሊሆን ይችላል እና በብዙ መንገድ ነው እንግዲህ በተለያየ መንገድ ጭንቀት ይኖራል ማለት ነው። አንዳንዴ ደግሞ የሆነ ችግር ውስጥ ስንገባ ያንን ችግር መፍታት ለመፍታት በጣም ውስብስብ ነገር ሲሆንብን። ምንም አማራጭ ስናጣ ያው ምንም ከማድረግ ይልቅ ያው እንዲሁ አይምሮአችን ወደ ጭንቀት የሚገባበት ሂደት አለና ይሄንን እንግዲህ በብዙ መንገድ መፍታት እንችላለን ብዬ አስባለሁ። እኔ እንግዲህ የምፈታበት ወይም ደግሞ ጭንቀት ሲሰማኝ የማደርገው ነገር የመጀመሪያው በሚገባ በደንቡ እተነፍሳለሁ ማለት ነው። በደንቡ እተነፍሳለሁ ማለት ከውስጥ የሚወጣ ትልቅ የሆነ የአተንፋፈስ ሂደት ማለት ነው። ትንፋሼን አምቅ አደረግና መልሼ ወደ ውጪ በደንቡ የምተነፍስበት ሲለት አለና እንደዛ ሳደርግ ጥሩ የሆነ የመረጋጋት ሂደትን ሲሰማኝ ይታወቀኛል። እና ከዚህም ደግሞ ሲቀጥል እናደርጋለሁ የተወሰነ ቢያንስ አንድ ኪሎ ሜትር የምትሆን መንገድ በሚገባ በሚመቸኝ በኩል ቀስ እያልኩ እየተዝናናሁ ሙዚቃ ከፍቼ እንቀሳቀሳለሁ። እና ሙዚቃ ስከፍት ምንድነው? ያንን ከዛ ከጭንቀት አይምሮዬ እንዲሰራ ወይም ደግሞ እንዲያስብ ብቻ ሳይሆን የምከፍተው ሙዚቃ እኔን መልሶ እንደ አዲስ አይምሮዬ እንዲሰራ ደግሞ እንደ አዲስ የተሻለ እንዳስብ የሚያደርገኝን የሙዚቃ አይነት በሚገባ መርጥና ያ ሙዚቃ የከፈት ቀስ እያልኩ ማንም ጋር አላወራም ማንም ገልመጥ ገልመጥ አይደለም። የተለያዩ ነገሮችን አላየም መንገዴን ብቻ እያየሁ ቀስ እያልኩ እየተራመድኩ ከዛ ከሙዚቃ ጋር ዘና እያልኩ ብቻዬን በተለይ እንደዚህ የማደርገው ደግሞ አመሻሽ ላይ ሲሆን ነው። አመሻሽ ላይ በጣም ደስ ይለኛል እንደዚህ ማድረግ እና እንደ ልምድም ሆኖብኛል ማለት ነው። የሆነ ጭንቀት ምናምን ነገር ጋር አለ። የሆነ ውስብስብ ያለ ነገር መፍታት ለመፍታት አስቸግሮኝ በቃ ውሉን የጠፋብኝ ችግር ሲኖር። ወይም ደግሞ ያን ነገር ለመፍታት ያንን ችግር በሚገባ ነው መቅረፍ። እያስቸገረኝ ወይም ደግሞ አንዱን ሳስተካክል አንዱ የሆነ በጣም ውስብስብ የሚድብኝ ችግር ሲኖር በሚገባ ይሄን አይነት ሲስተም እጠቀማለሁ። እና ቀስ እያልኩ የተዝናናው ሙዚቃዬን የምከፍተው ሙዚቃ ደግሞ ወሳኝ የሆነ ሙዚቃ ነው ማለት ነው። ምክንያቱም ከዛ ነገር አይምሮዬ እንዲወጣ በሚገባ አደርገዋለሁ ያው ሙዚቃው ሲቆም ደግሞ ተመልሶ እንዳይመጣ ወይ ደግሞ እንደዚህ አይነት ሀሳብ እንዳይኖር። ሂደት ሁሉም ነገር ሊስተካከል እንደሚችል እንዲሁ ደግሞ ያ በጣም እኔን ያስጨነቀኝ በጣም ሙሉ የጠፋው ችግር። ከትንሽ ቅናት በኋላ ደግሞ ወደኋላ መልስ ብዬ የማየው ነገር እንደሚሆን በደንብ ተረድቻለሁና በሚገባ ሲግሉ ተፈቶ መለስ ብዬ እንደዚህ እንደዚህ የሆነውን እኮ እንደዚህ አድርጌዋለሁ የሚለውን የማስብበት ሂደት አለ። እና እንደዚህ አይነትም ችግር በጣም ብዙ አይነት ውስብስብ ያሉ ችግር ቤት ሲገጥሙኝ። ባላሰብኩም መንገድ የሚፈቱበት ሂደት አለና ከዚህ ጋር ተያይዞ ነው እንግዲህ ይህንንም ልምድ ያካበትኩት ማለት ነው። እና በሚገባ ይህንን አደርግና ዘና እያልኩ ዞር ዞር ብዬ ወደ ቤቴ ፈታ እያልኩ እመልሳለሁ። ምክንያቱም ከብዙ ነገር አንፃር ነው የማየው። ለምሳሌ ጭንቀት ሲይዘን የተለያየ አይመባችን ዶፓሚን ያመነጫል እና ያን ጊዜ የተለያዩ ዲፕረስ የሚያደርጉን ነገሮች በጣም ይደራረባሉ። እና እንደዚህ እንደዚህ አይነት ነገሮች እንዳይደራረቡ የመጀመሪያው እንግዲህ የምኖረውን ህይወት በጣም ደስ ብሎኝ እዚች ምድር ላይ ብቻ በመምጣቴ ትልቅ የሆነ ደስታን እንዲሰማኝ የማደርግበት ሂደት አለ። ራሴን እና እውነታውም ደግሞ ስለሆነ አእምሮዬ በደንብ ይቀበላል። እና ከዚህ ጋር ተያይዞ ትልቅ የሆነ ሂደትን ለራሴ እነግረዋለሁ እና አንድም የተፈጥሮን ህግ መጣስ እንደሌለብኝ በሚገባ ላይምሮዬ እነግረዋለሁና። ይህን ሳረግ ምንድነው? ትልቅ የሆነ ለራሴ መጽናናት ይሰጠኛል። እና ደግሞ ባለውበትም ወጣትነት ደረጃ በጣም ደስ ይለኛል። በዚህ እድሜ በጣም ፈጣን የሆነ ለብዙ ነገር ዝግጁ የምሆንበት ሂደት በጣም ያስደስተኛል። እና ይሄን አደርጋለሁ

እሺ በምን ትመገባለህ የሚልህ ጥያቄ ነው ጥሩ ጥያቄ ነው። እንግዲህ የምመገብበት እንግዲህ የተለያዩ እቃዎች አሉ ወይም ደግሞ የተለያዩ የምመገባቸውን ዎች አሉና። እንግዲህ በምን ትመገባለህ የሚለው እንግዲህ በተለያዩ ምግቦች እመገባለሁ። እንዲሁ ደግሞ በተለያዩ እቃዎች ደግሞ ተለያዩ የምግብ መመገቢያዎች በእነሱ እመገባለሁ። እና ለምሳሌ የምመገበው ምግብ እንግዲህ ለምሳሌ ጠዋት ጠዋት ሲሆን ቀለል ያለው ለምሳሌ የተለያዩ የአታክልት አይነቶችን ለምሳሌ ጎመን የሀበሻ ጎመን የምንለውን ወይም ደግሞ የተለያየ የቀለል ያለ አቮካዶ ወይም ሊሆን ይችላል እና ቀለል ያለ ቁርስ ማረግ እወዳለሁ። እንዲሁም ደግሞ ምሳ ላይም ያው አሪፍ የሚባል ሁኔታ እመገባለሁ። እና እንግዲህ በአጠቃላይ ስመለከት በምን ትመገባለህ የሚለው እንግዲህ በተለያዩ የጓሮ አትክልቶች አማካኝነት እመገባለሁ ማለት ነው። የጓሮ ትክልቶቼን የምለው እንግዲህ ለምሳሌ ካሮቶ ይኖራል ጥቅል ጎመን ይኖራል እንዲሁ ደግሞ የተለያዩ የ የተለያዩ ቲማቲም ይኖራሉና እነኚህ እነኚህ ነገሮች በሚገባ እመግባለሁ። ከፍራፍሬም ጨምር አደርግበታለሁ ለምሳሌ ቲማቲም እና አቡካዶን አሪፍ አርግጄ ስከትፋቸው ምርጥ የሆነ ምግብ ይሆናል። አንድ ላይ ሲቀላቀሉና እና በዙ የምመገባቸው ምግቦች አሉ እና እንዲሁ ደግሞ የምመገባቸው የተለያዩ ሰርቪሶች ይኖሩኛል አሉኝ ማለት ነው። እና በተለያየ ሁኔታ ምግብን እመገባለሁ ማለት ነው። ወይም ደግሞ በሚገባ እመገባለሁ በተለያዩ ሰርቪሶች ማለት ነው። የተለያዩ ሰርቪሶች አሉኝ እንዲሁ ደግሞ አሪፍ የሚባሉ የብረትድስት አይነቶችን የተለያዩ ሳይዛቸው ተለቅ ያለና አነስ ያለ አሉኝና እንግዲህ ያው ብዙም ጊዜ የምጠቀምባት አነስ ያለችው ያው ብዙ ስላሉ እኔ ብቻ ስለሆንኩኝ ማንኛውንም ነገር የማደርገው ቀለል ያለች ምግብ አነስ ያለችው አነሰያለችው ባነስያለችው እቃ ወይም ደግሞ በ አነስ ያለችዋ የምግብ ማብሰያ እቃዋ ወይም ደግሞ በብርድ ድስትዋ በሷ እጠቀማለሁ ማለት ነው። ለራሴ ቀለል ያለ ምግብ እና እንግዲህ ይሄንን ስንመለከተው ጥሩ የሚባል ምግብን በሚገባ እበስላለሁ ምክንያቱም ብዙ ጋጋታ የሌለበት ስለሆነ እኔ ብቻ ስለሆንኩ ቀለል አድርጌቼ በመጠኑ በትንሹ እሰራለሁና ያው አሪፍ የሆነ ምግብ ሰርቼ በሚገባ እመግባለሁ ማለት ነው። እንዲህም ደግሞ ትልቅ የሆነ የ ከምሰራው ስራ ጋር ተያይዞ አንዳንድ ጊዜ ከጓደኞቼ ጋርም በሚገባ የማሳልፍበትም ጊዜ አለና እንግዲህ ጥሩ የሚባልም ጊዜ አሳልፋለሁ። ጥሩ የሚባል የምግብ ሂደት ደግሞ ምግብ ምን በሚገባ የምንምገብበት ሂደት አለ። እንደውም አንዳንዴ ጊዜ የተለያዩት ጥያቄዎች የመጨረሻ የወጣው በሚገባ ምግብ ያለበት ቦታ ደግሞ ምግብ በሚገባ ራሱ ሰርቶ በሚገባ እንመገባለን ማለት ነው። እንደ ቅጣት እንጠቀመዋለን ማለት ነው። ይሄንን እንግዲህ ይሄንን ስናደርግ እንግዲህ ያው እንደ ጨዋታም ሳይሆን ትክክለኛ ሀሪፍ የሚባል የእውቀትም እያገኘንበት ወይም ደግሞ ወይም የምትጠይቀው ጥያቄ የተለያዩ እውቀቶችን እየሰበሰብን ደግሞ እየተረዳን ከዛ አልፈን ደግሞ የሙያም ስራ ነው የሚሰራው። የተሸነፈው ሰው ያው ለምሳሌ ምግብ ማብሰል ሙያ ይጠይቃል እና ይሄ ሙያ ስራ እንደመሆኑ መጣን ያው የሙያ ስራ ነው በአጭሩ የሚሰራው ማለት ነው። ከጠቅላላ እውቀት አልፎ ደግሞ ትክክለኛ በተግባር የተረጋገጠ የሙያ ስራን እንዲሰራ እኛ ቁጭ ብለን እናየዋለን እሱ የሚገባ ምግብ አብስሎ እኛን ለመብላት ብቻ ነው የምንለው ማለት ነው። እና ይሄ ቅጣት አለና ይሄ ደስ የሚል እኛ የራሳችን ያወጣነው ሂደት ነው ማለት ነው። እንግዲህ በአጠቃላይ በምን ትመገባለህ የሚለው በተለያዩ ሰርቪሶች እመገባለሁ። እንዲሁም ደግሞ አንዳንዴ ጊዜ ሳህን የምትጠቀምበት ሂደት አለ የጎርጓዳ ሳህኖች አሉኝና በነሱም በሚገባ የምጠቀምበት ሂደት አለ ማለት ነው። እንደ አጠቃላይ እንግዲህ በዚህ መንገድ ምግብ እያበሰልኩ እመግባለሁ ማለት ነው። እንደ አጠቃላይ ይሄን ስመለከት ይሄን ይመስላል እንግዲህ ያለው ነገር

የቅጥር ህይወት እንዴት ነው የሚል ጥያቄ ነው? እንግዲህ አሪፍ ጥያቄ ነው የቅጥር ህይወትን እንግዲህ ስንመለከተው በጣም ትንሽ ከበድ የሚል ጥያቄ ነው ማለት ነው። ምክንያቱም እውነት እውነቷን የምናወራባት ወይም ደግሞ እውነት የምንመለከትበት ሂደት ነው ወይም ደግሞ ጥያቄ ነው እና እንግዲህ ያው እያንዳንዱ ከእውነት ጋር የተገናኘ ስለሆነ ይሄም ትክክለኛ እውነት የምናይበት ሂደት ነው ማለት ነው። እንግዲህ የቅጥርን ህይወት እና እንግዲህ አሪፍ ጥያቄ ነው እንግዲህ የቅጥርን ህይወት ስንመለከት ጥሩ የሚባል ጎንም እንዲሁ በተወሰነ መንገድ አለው እና እንግዲህ በተለያየ መንገድ በተለያየ ትምህርት ደረጃ ተምረን ተምረን እንዲሁም ደግሞ ትልቅ የሆነ በጣም ብዙ አመታት አስቆጥረን ወደ ቅጥር ህይወት እንመጣለን ወይም ደግሞ ተመርቀን በዲግሪ ሊሆን ይችላል እንዲሁም ደግሞ አልፈን በፒኤችዲ ወደ ስራ የምንመደብበት ሂደት ይኖራል ማለት ነው። እንዲሁም ወይም ደግሞ ዲፕሎማ ሊሆን ይችላል እና እንደየ የትምህርት ሂደቱ ነው የሚወሰነው እንግዲህ የምርቃ ስነ ስርዓት ወይም ደግሞ የ የዲግሪ ወይም ደግሞ የዲፕሎማ ወይም ደግሞ የፒኤችዲው እና እንግዲህ ይሄንን ስንመለከት በብዙ መንገድ እንግዲህ መመልከት ይኖርብናል ብዬ አስባለሁ። እንደ ተለያየ ማንኛውም ነገር ቀለል ብሎ የሚታይ ነገር አይደለም። እና የቅጥር ህይወት እንግዲህ ስናይ በጣም ከባድ የሚባል ነው እኔ እንደኔ አረዳድ ማለት ነው። ምክንያቱም ትልቅ የሆነ ለሚፈልገው አካል ለሚፈልገው አካል ስራውን ማሟላት ወይም ደግሞ የሚፈልገውን ማሟላት ማሟያ ነን እንደማለት ነው ብዬ ነው። የማስበው የቅጥር ሂደት እና ምክንያቱም የቅጥር ሂደት ከብዙ አመት በኋላ ነው ደሞዛች ደሞዝ ሊጨምር የሚችለው እና ያን እንግዲህ ደግሞ የሚሆነው በተለያየ ጊዜ ነው ማለት ነው። ለምሳሌ አሁን ላይ ደሞዝ ቢጨምር ከዛሬ ሶስት አራት አመት እስከ አምስት አመት በኋላ ነው ደሞዝ የሚጨምረው እና ከዚህ ጋር ተያይዞ እንዲሁም ደግሞ ከኑሮ ውድነቱ ጋርም ተያይዞ ስናስተያየው በጣም በጣም የሚከብድ ህይወት ነው ብዬ ነው የማስበው። ምክንያቱም በልቶ የመኖር ህይወት ብቻ ነው የሚሆነው እና ራስን ብቻ ይዞ የመኖር ህይወት ነው ብዬ ነው የማስበው ምክንያቱም ያየሁትም ነገር በሚገባ ስለሆነ በጣም አስቸጋሪ የሚባል ህይወት ነው ማለት ነው። ምክንያቱም እንግዲህ እንዴትም ለፋን እንዴትም ጣርን በየወሩ የምናገኘው አንድ አይነት ገቢ ነው በጣም ታትረን በጣም ሰርተንም የምናገኘው ያው ገቢ ነው እና ከዚህ ከዚህ አንፃር ትንሽ በጣም ከባድ የሚባል ደግሞ የሚያደርገው ነገር አለ። እና እንግዲህ ይሄንን በራሳችን ሂደት ወይንም ደግሞ ከስራ ከገባን በኋላ ስንመለከተው ራሳችን ራሳችን ላይ ትልቅ ውሳኔ ወስነን ከዚህ ህይወት የምንወጣበትም መንገድ ይኖራል። እና ብዙ ወጣቶችም የወጡበት መንገድ አለ እና አንድ ጉብዝና ነው ብዬ አስባለሁ። ምክንያቱም ተቀጥሮ በየጊዜው እየሰሩ ከመኖር ይልቅ ድሜ በልቶ ተመልሶ የራስን ስራ ሰርቶ በሚገባ በሚገባ በጊዜ ሂደት ተነስቶ ከራስ አልፎ በጣም በመቶ የሚቆጠሩ ሰዎችን በስሩ ቀጥሮ የማሰራት ክህሎት ማዳበር ይችላል። አንድ ሰው አለምንም ስራ አለምንም ወደኋላ ወደፊት ባለማመንታት እና የራሳችን ውሳኔን ደግሞ ይሄ ይፈልጋል በጣም ትልቅ ውሳኔ ነው። እና ይሄንን እንግዲህ የመወሰን ሀላፊነት የራስ ሀላፊነት ነው። እና የቅጥር ህይወት በጣም ከባድ ነው በአጠቃላይ ማለት እችላለሁ። ምክንያቱም ከእጅ ወደ አፍ የሚባል ህይወት ነው የሚኖረው እና እንዲሁም በጣም ትልቅ የሆነ የህይወት ስትራግል ነው ብዬ ነው የማስበው። እና የራሱን ስራ ደግሞ እንዲሁ ደግሞ የፈጠረ በጣም ምንም አይነት ጫና ቢኖርበት ምንም አይነት እሱን የሚፈልግ ስራ ቢኖር በጣም የሚገርም ህይወት የሚኖርበት ሂደት አለ። በወር የሚያገኘውን ተቀጥሮ የሚያገኘውን በቀን ትንሿ ገቢ ልትሆንለት ትችላለች። የራሱን ስራ የሚሰራ ሰው እና ከዚህ ከዚያ ጋር ትልቅ የሆነ ከበድ የሚል የቅጥር ህይወት ነው የሚከብድ ነው ማለት እወዳለሁ። እና ይሄን ይመስላል እንግዲህ በተወሰነ መንገድ

የአካባቢ ገበያ እንዴት ነው የሚል ጥያቄ ነው አሪፍ የሆነ ጥያቄ ነው። እንግዲህ የአካባቢ ገበያ። እንግዲህ ጥሩ የሆነ ነው ማለት ይቻላል። ወይም ደግሞ ያው ገበያን እንግዲህ ስናይ በጣም ተለዋዋጭ ነው። ገበያ ማለት እንግዲህ በተለያየ ዛሬ አሪፍ ገበያ ሆኖ ነገ ደግሞ ገበያው የሚረክስበት ከነገ ወዲያ ደግሞ የሚወደድበት እንዲሁ ደግሞ የተወሰነ ነገር ተመሳሳይ ሆኖ የሚቀጥልበት ሂደት አለ። እና አለና እንግዲህ ያው ገበያን እንግዲህ ስንመለከት እንደየ ምርቱ ይለያያል ወይም ደግሞ እንደየ አመራረት ሂደቱ ይለያያል ማለት ነው። ምክንያቱም ምርት በጣም ሲገባ ገበያው በጣም ወደ ኋላ ይወርዳል። ደግሞ በጣም ችላ ይላልና እንዲሁ ደግሞ ምርት በጣም ሲጠፋ እንደዚሁ ደግሞ ገበያው በጣም ውድ ወደሆነ በኩል ይሄዳልና። ከዚህ ጋር ተያይዞ ትልቅ የሆነ የገበያ መለዋወጥ ይፈጠራል። እና ያው ይሄ ደግሞ ኖርማል የሆነ ነገር ነው። በገበያ ስራ ላይ እና በጣም ትልቅ የሆነ የገበያ መለወጥ ይፈጠራል። ያው ይሄ ደግሞ እንግዲህ በሚገባ የሚታወቅ ነገር ስለሆነ እንግዲህ ይሄ አየሩን እያየን በሚገባ የምንቀሳቀስበት ሂደት አለና እንግዲህ የአካባቢ ገበያ ስንመለከት ጥሩ የሚባል ገበያ የተወሰነ ቀን የሆነና ከተወሰነ ጊዜ ባለው አወጣ አስቸጋሪ የሆነ ለመገመት እንኳን የሚያስቸግር የገበያ ሂደት ይሆናል። እና እንዲሁም ደግሞ በጣም ትልቅ የሆነ የተለያየ የምርት ሂደቱን በሚገባ የት የት እንዳለ በሚገባ ተጠያይቆ ምን ያህል ምርት ሊኖር እንደሚችል እና ምን ያህል ወደፊት ገበያው ይቀንሳል ይጨምራል የሚለውን ነገር ለማወቅ የተለያዩ ሸቀጦችም ሲገቡ እንደዛውም የምታይበት ሂደት አለና። እና አጠቃላይ ትልቅ የሆነ የ የምርት አገባብ ሂደት ሲኖር እንግዲህ በሚገባ የሚጨምርና የሚቀንስበት ሂደት አለ። እንግዲህ ምርት በደንብ ሲገባና ወይ ደግሞ ሲጠፋ ማለት ነው። እንደ አጠቃላይ እንግዲህ የገበያ ሁኔታ ስናይ በየጊዜው እንግዲህ የተለያዩ ሸቀጣ ሸቀጦች ሲመጡ በጣም የሚጨምሩበት ሂደት አለ። የሚያስገርመው ነገር ደግሞ ብዙ ሸቀጣ ሸቀጎ ሲመጡ ወይም ደግሞ ሸቀጣ ሸቀጥ ስራዎች ላይ ስንመለከት በጣም ሁሉ ነገር እየጨመረ እየጨመረ የምሄድበት ሂደት አለና። እንዲሁ ደግሞ የአርሶ አደሩ ምርትን ስንመለከት ደግሞ በጣም ለሚመረት ይመስለኛል በጣም የሚቀንስበት ሂደት አለና። እንደ አጠቃላይ እንግዲህ ትልቅ የሆነ የገበያ ልውጥ ይደረጋል ወይም ደግሞ የገበያው ከፍና ዝቅ የማለት ሂደት። አንዳንዴ ትርፍ ያስገኛል አንዳንዴ ደግሞ ኪሳራም ያስከትላል። እና ያው ይሄ ነጋዴ ደግሞ ባህሪው ነው ማለት ይቻላል። ያው መንገድ የመክሰር ባህሪ ይኖረዋል። ያው ሁሌ ማትረፍ አይኖርምና እንግዲህ ያው በሚገባ ገበያው ላይ ጥሩ የሆነ እንቅስቃሴ እያደረኩ እገኛለሁ። እና አሪፍ የሆነ ግብይት አለ። እንግዲህ በአካባቢያችን እና ያው ጎደል የተሻለ የግብይት ስነ ስርዓት አለ ማለት ነው። ያው እቃ በአንዴ በቃላሉ በቀላሉ የምንጨምርበት ሂደት የለምና በተመሳሳይ ሁኔታ ነው። የህብረተሰቡን ባማከለ ሁኔታ ይሄን አይነት ነው እንግዲህ እንቅስቃሴ። ምን አደረገው ማለት ነው? እንግዲህ በ የራስ እንቅስቃሴ ይደረቅ እንዲሁ ደግሞ ሲታይ እንግዲህ አንዳንድ ጎኖቹ በጣም አስቸጋሪ የሚባሉ ጎኖች አሉት። እና አንዳንድ ደግሞ ጥሩ የሚባሉ ጎኖች አሉ። ያው መጥፎቹ ደግሞ አስቸጋሪ የምንላቸው ባላሰብነው መንገድ ገበያው የማሽቆልቆል ሂደት ይኖረዋል። እኛ በገዛንበት ሳይሆን እሱ መጥቶ ካረፈ በኋላ በጊዜ ሂደት ገበያው የሚለወጥበት ሙሉ በሙሉ የሚለወጥበት ሂደት አለ። እና ይሄ ደግሞ ትንሽ ወደ ኪሳራ የሚከትበት ሂደት ይኖራል። በተወሰነ መንገድ እና ያው እንደዛውም ደግሞ በሚገባ ሲስተካከል አሪፍ የሆነ ገቢን ያስገኛል ማለት ነው። እንግዲህ ጥሩ የሆነ የንግድ እንቅስቃሴ አለና እንግዲህ በሚገባ የተንቀሳቀሰ ያለበት ሁኔታ አለ። ማለት ነው። እና አጠቃላይ ይሄ ትልቅ የሆነ የግብይት ስነ ስርዓት አለ ማለት ነው። እንግዲህ በአካባቢያችን እና ጥሩ የሆነ ማህበረሰቡ የመገበያየት እንዲሁም ደግሞ ደንበኛ የመያዝ ሰው የመያዝ ትልቅ የሆነ ሰንሰለት አለው። እና ይሄ አንዱ ደስ የሚለው የማህበረሰቡ የመዋደድ ሂደት ነውና ይሄን ይመስላል አጠቃላይ ስንመለከት

ወደ ስራ እነሆት እነሆት ትሄዳለህ የሚል ጥያቄ ነው? እንግዲህ ወደ ስራ ትሄዳለህ ለማለት ይመስለኛል። ትንሽ እንሆት የምትል ይመስለኛል እና ትንሽ አልገባኝም። እና ያው እንግዲህ የሆነ ስራ ትሄዳለህ የሚለውን ይሄን ቢዝ ይመስለኛል እንግዲህ አረፍተ ነገሩ ወይም ደግሞ ጥያቄው ማለት ነው። እንግዲህ ወደ ስራ ትሄዳለህ የሚለው በሚገባ የሚሄድበት ሁኔታ አለና በእያንዳንዷ ቀን በስራ በሆነ ቀን በሚገባ የሚሄድበት ሂደት አለ። እንዲሁም እሁድንም ጨምሮ ትልቅ የሆነ የመስራት ጉጉት ስላለኝ እንዲሁም ደግሞ በቀላሉ ቶሎ እንዲ አይነት ቀናቶችን ቶሎ መዝጋት ያለብኝ አይመስለኝም። ምክንያቱም በደንብ ማደግ አለበት እና ከዚህ ጋር ተያይዞ ነው እንግዲህ ጥሩ የሆነ የስራ እንቅስቃሴ የማደርገውና ትልቅ የሆነ ለስራ ጉጉት ስላለኝ በደንብ ወደ ስራዬ በፍጥነት እንቀሳቀሳለሁና። በደንብ ወደ ስራ የሚሄድበት የጊዜ ሂደትም በሚገባ ለምሳሌ ጠዋት ሲሆን በጠዋት እሄዳለሁ። ተነሳስቼ ወይም ደግሞ እያንዳንዱን ነገር ቤት ማስተካከል የሚገባኝን አስተካክዬ ከዛ ወደ ስራዬ ቦታ እሄዳለሁና በሚገባ ይሄን የማደርግበት ሂደት አለና እንደ አጠቃላይ ትልቅ የሆነ እንቅስቃሴን አደርጋለሁ። እና እንዲሁም ደግሞ እንግዲህ በስራ ቦታ ላይ የተለያዩ ነገሮች ሲገጡን እንግዲህ የተለያዩ ባላሰብንው መንገድ የተለያዩ ጉዳዮች የሚያጋጥሙን ሂደት አለና እነኛ እነኛ ደግሞ በሚገባ እንደ አመጣጣቸው ቀስ እያልን የመመለስ ሂደት ይኖርብናልና። እንደ አጠቃላይ ጥሩ የሚባል የገበያን እንቅስቃሴ ወይም ደግሞ ወደ የስራ እንቅስቃሴ በደንብ እያደረኩ እገኛለሁና። እንግዲህ የሆነ ስራ የሚሄድበትም እንዳልኩት ያው በጠዋት ነው እንዲሁ ደግሞ እምብሳ ለመብላት ተመልሼ ከከተወሰነ ደቂቃ በኋላ በፍጥነት ወደ ቦታው እሄዳለሁና። አጠቃላይ እንግዲህ ስራዬን በደንብ አክብሬ በደንብ ተደስቼበት የምሰራበት ስራ ነው እና እንግዲህ ትልቅ የሆነ የሰጠሁት ያስተሳሰብም የአስተሳሰቡም የ የአመለካከት ሂደት ትልቅ የሆነ የሚባል ነው ብዬ አስባለሁ። መኪያቱ ጥሩ ስራ እየሰራ ሰው በጣም ጥሩ ገቢን ያገኛል ማለት ነው ሁሉም ደግሞ ጥሩ መልካም ነገር የሰራ ጥሩ የሆነ ውለታ ይከፈለዋል ማለት ነው። እና በሚገባ የተሻለ ነገር የሰራ የተሻለ ነገር ያገኛል ከሚለው ጋር ተያይዞ ነው። እንግዲህ ይሄንን ማምረከት የምንችለውና እንደ አጠቃላይ እንግዲህ ስራውን በሚገባ እሰራለሁ አለው ወደ ስራ ቦታ ቶሎ ከሄድኩ በኋላ እያንዳንዱን የእንቅስቃሴ የማደርግበትን ደግሞ እያንዳንዱን የምሰራበትን ሂደት ትልቅ በሆነ ሁኔታ የምታስተካክልብን እና የምሰራበት ሂደት አለ። እና እያንዳንዱን ስራ በደንብ የምሰራበት ወይም ደግሞ እያንዳንዱን ይሄን የማስተካክልበት ሂደት አለና ጠቅለላ ሪቼ ስመለከት እንግዲህ የትኛውንም ስራ ለመስራት እንግዲህ ጥሩ የሆነ እንቅስቃሴ ይፈልጋል ወይ ደግሞ ጥሩ የሆነ የሰሰብ እቅድ ይፈልጋል ማለት ነው። ከዚህ ጋርም ተያይዞ ትልቅ የሆነ የተሻለ ብስለት ይፈልጋል እና ከዚህ ከዚህ ጋር ተያይዞ ሁሉን ነገር ያሟላ ባለሙያ ከሆነ በሚቀባ ወደ ስራው ገብቶ ጥሩ ነገርን የመስራት አቅም ይኖረዋል ብዬ አስባለሁ። እና እንደ አጠቃላይ ትልቅ የሆነ የገበያ መለዋወጥ ሂደት ቢፈጠርም እንግዲህ ባያለው ሁኔታ ምን ደግሞ ባለው አየር የማስተካከል ሂደት ይኖራል ማለት ነው። እንግዲህ ይሄን ይመስላል እንግዲህ ጠቅለል አድርጌቼ ስመለከት እንግዲህ ወደ ስራ የሚሄድበትም እንዲሁ ደግሞ ለየት ባለ ሁኔታ የስራውን አልኮን ወይም ደግሞ የስራውን ባህሪ በሚገባ ተረድቼ ብዙ ነገር የማስተካክልበት ሂደት ይኖራል እና ከዚህ ጋር ተያይዞ ትልቅ የሆነ የእውቀት መገቢያ ወይም ደግሞ እውቀትን በሚገባ ሳንቁ የተለያዩ ሰዎችን ጠይቆ መረዳት ለብዙ ነገር ይጠቅማል ብዬ አስባለሁ። እንደ አጠቃላይ እንግዲህ የዚህን ያህል ያለ የስራ ሂደት ደግሞ የ የልምድ ክሎት የሚፈልግ ስራ ስለሆነ እንግዲህ በሚገባ ይሄንን አስተሳሳቢ አድርገው የተለያዩ ያለውን ስራ በሚገባ የመስራት ሀላፊነት መውጣት ይገድላል ብዬ አስባለሁ። እና አጠቃላይ እንግዲህ ይሄን ይመስላል።

ቀርከሃ በአካባቢህ ያድጋል የሚል ጥያቄ ነው? በሚገባ ያድጋል ገጠር ባለውበት ሁኔታ ላይ ቀርከሃ እንግዲህ በልዩ ልዩ ቦታዎች። ቀርቀሃ የሚያድግበት ሂደት አለና ቀርከሃን እንግዲህ ስንመለከት የሚያድግበት ቦታዎች እንግዲህ ለየት ያለ። የተለያየ የእንጨት ዝርያ ነው ወይም ደግሞ የቀርከሃ የሸንበቆ ዝርያ ነው። እና የሚበቅልበትም ወይም ደግሞ የሚተከልበትም ቦታ ልክ ወንዝ ዳር ላይ ነው ውሃው ሲሄድ ከውሃው በላይ ከዛው ቀረብ ተደርጎ። ይተከላልና በጣም ወይ የሚወልድበት በጣም በርካታ ተሰብስቦ የሚወልድበት ሂደት አለና። ከዛ ጋር ተያይዞ ትልቅ የሆነ የሚያድግበት ወይም ደግሞ ያንን እርጥበት ሲያገኝ በጣም በጣም ረዣዥም የሚሆንበት ሂደት አለና። ትልቅ ለማየት እንኳን የሚገርም የሚሆንበት ሂደት አለ። ቀርከሃውና ትልቅ የሆነ በጣም ረዣዥም የሆነ የሚያምር የቀርከሃ አይነት አለና። በሀገራችን እንዲሁም ደግሞ በተለያዩ ቦታዎች ላይ ደግሞ የተለያየ ክልል ላይ ወይም ደግሞ የተለያየ ቦታ ላይ በሚገባ በጣም ብዙ ቀፎ የሚሰሩበት ሂደት አለ። ከቀርከሃው ላይ እና እንግዲህ ያው ቀፍ ቀፎ የሚሰራው ብዙ ሰዎች ያውቁታልና ከቀርካሃ በሚገባ ይሰራል እንዲሁም ደግሞ ከተለያዩ ከሳጠራም ይሰራል። እና እንግዲህ ሳጠራም የሚደረገው ያው ቀርከሃ ነው እንግዲህ በሚገባ ቤት ላይ የሚለጠፈው። እና ቀርከሃን ስንመለከት ትልቅ የሆነ ቦታ የሚይዝ የአታክልት ወይም ደግሞ የያዝም የዕጽዋት አይነት ነው። እና እንግዲህ የሚተከልበትን ቦታ በሚገባ ታይቶ መሆን አለበት ምክንያቱም ያ የተተከለው ቀርከሃ በጣም ሰፊም መሬት የመሸፈን አቅም አለው። እንዲሁም ደግሞ ከዛም አልፎ ትልቅ የሆነ ይሄ መሬት የመንሸራተት ባህሪን የሚፈጥር ነገር ነው። ቀርከሃ ና ትንሽ ከበድ የሚል ችግር የሚፈጥር ነው ማለት ነው። ቀርከሃ ና ትልቅ የሆነ የመስተካከል ሂደት ወይም ደግሞ እድገቱ በጣም የሚጨምርበት ሂደት አለና። ከዛ ከዛ ጋር ተያይዞ ትልቅ የሆነ ውጤት ሊናረው የሚችለው ማለት ነው። ቀርከሃው እየወለደ እየወለደ እየወለደ እስከፈለግን ጊዜ የሚወልድበት ሂደት አለ። እንደኛ እንክብካቤ ሂደት ነው። እና ሊታይ የሚችለው ወይም ደግሞ ሊሰላበት የሚችለው እኛ እንደምንከባከበው ልክ ነው በደንብ መታየት ያለበት ማለት ነው። እንግዲህ ይሄን ይመስላል እንግዲህ ስለ ቀርከሃ ስንመለከት እንዲሁም ደግሞ የቀርከሃው የተለያዩ ውስጡ ያሉ ፓርቶች በሚገባ ጸዳ ብለው መኖር አለባቸው። ቢያንስ ቢያንስ ያ የተለያየ የሊቀለድ የቻለውን የጄሪካን እንትን እንኳን ለማስተካከል ትልቅ የሆነ ነገር ያስፈልግ ነበር። እቃው ያው እቤት እንደ አየር ወይን እናደርገዋለን ወይን ነገሩ እዚህ ጋር እረካ የሚ እንትን የሚለው የቀርከሃ አይነት በሚገባ የሚሰራው ወይም ደግሞ እያንዳንዱ በተለያዩ ግቢዎች ላይ ቀርከሃው ይሰበሰብና በብዙ መንገድ ይያዛል። ለምሳሌ የተለያዩ የንብቀፎች ይሰሩበታል እንዲሁ ደግሞ ቤት ላይ ይለጠፋል ቀርካው እንዳለ እያንዳንዱ ቀርከሃ ይሰነጠቅ ይሰነጠቅና እቤት ላይ የሚለጠፍበት ሂደት አለ። ያ የሚደረግበት ሂደት እንግዲህ ያው የጭቃ ቤት የተሰሩ ቤቶችን ዝናብ እንዳያጥባቸው ማለት ነው። ያንን ቀርከሃ አምጥተው እላዩ ላይ የሚለጥፉት እና እንዲሁ ደግሞ ቀፎ በሚገባ ይሰሩበትና ውስጡንም ውጪውንም የሚለጥፉት ሂደት አለ። እና ከዚህ ጋር ተያይዞም እንግዲህ ለዚህም አገልግሎት ይውላል ማለት ነው። ቀርከሃው እና ለብዙ ለብዙ ለምሳሌ ለአጥር የሚውሉበት ሂደት አለ። አጥር የሚታጠርበት የተለያዩ ማገር የሚባለውን ቦታ የሚይዘው እና ቀርከሃ እንግዲህ ቀርከሃ በአካባቢህ አለ የሚለው ጥያቄ በሚገባ አለ ማለት ነው። በጣም ረዣዥም የሚባል አቅም ያለው ቀርከሃ ነውና። እንግዲህ ይሄን ይመስላል ቀርከሃ የሚባለው ተክል ትልቅ የሆነ የ የውሃ የመጠጣት አቅም አለው። እና እንዲሁ ደግሞ ውሃ የመሸከም አቅም አለው። እና አጠቃላይ ቀርከሃን ስንመለከት ትልቅ የሆነ የ የ ስራ ሂደትን ወይም ደግሞ የቀርከሃውን የምንጠቀምበትን ሂደት በሚገባ ካፋጠንን ብዙ ነገር የምንሰራበት ሂደት አለ። ከአሁን እና ይሄን ይመስላል እንግዲህ እንደ አጠቃላይ ማለት ነው።

እሺ የትኛው የቀኑን ሰዓት ትወጣለህ? የሚል ጥያቄ ተነስቶልኛል እንግዲህ የቀኑን ሰዓት የምወደው እንግዲህ ሰባት ሰዓት በጣም ደስ ይለኛል የቀኑን ሰዓት ማለት ነው። እንግዲህ ሰባት ሰዓት ደስ የሚለኝ ምንድነው? ከተለያየው ስራዎች ወጥቼ ምግብ የምበላበት ሰዓት ነው ማለት ነው። ስድስት ሰዓት ያው ከስራ ስድስት ሰዓት ብወጣም የሆነ የተለያየ ለምሳሌ ቤት ውስጥ ገብቼ የሆነ የሆነ ነገር ሳረግ ብቻ ሰዓቱ የሚሄድበት ሁኔታ አለና ልክ ሰባት ሰዓት ሲሆን ወደ ምግብ የሚገባበት ሂደት አለና ሰባት ሰዓት ሲሆን በጣም ደስ ይለኛል የቀን ዉሎ ማለት ነው። እንዲሁ ደግሞ ከዚሁም ጋ ተያይዞ ደስ የሚለኝ ሰዓት መቼ ነው አስራ አንድ ሰዓት ላይ ደስ ይለኛል ማለት ነው። አስራ አንድ ሰዓት ላይ እንግዲህ ተለያዩ ስራዎችን ሰርቼ ድክም ብሎኝ ወደ ቤት በምመለስበት ጊዜ ዘና ዘና እያልኩ ወዲህ አና ወዲህ የምንቀሳቀስበት ሂደት አለ። ውሎዬን እንዴት እንዳሳለፍኩ እየገመገምኩ ራሴን በሚገባ እንቅስቃሴ የማረግበት ሂደት አለ እና ከዚህ ጋር ተያይዞ ትልቅ የሆነ የ እንቅስቃሴ ሂደት አደርጋለሁ ማለት ነው። እንግዲህ ከአመሻሽ ላይ እና እንግዲህ ማንኛውም ሰው የተለያየ የቀን አቆጣጠር ወይም ደግሞ የትኛውም የሰዓት አቆጣጠር ይጠቀማል እና ለምሳሌ አመሻሽ ላይ ወይም ደግሞ ጡዋት ሁለት ሰዓት ላይ የሚመቸው አለ እንዲሁም ደግሞ ደስ የሚለው አለ እንዲሁም አራት ሰዓት ደስ የሚለው አለ እና ያው ሰው እንደየ ፍላጎት ወይም ደግሞ እንደየአስተያየቱ ነው እና በብዙ መንገድ ማየት እንችላለን ብዬ አስባለሁ እንግዲህ ሰዓት ደስ የሚለን ሰዓት የትኛው የቀን ሰዓት ትወዳለህ? የሚለው ጋር እንግዲህ ብዙ ሰው የተለያየ ይላልና ወይም ደግሞ የተለያየ ሰዓት ይላል እንግዲህ ያው እኔም እንግዲህ እንዳልኩት ሰባት ሰዓት እና አስራ አንድ ሰዓት ላይ ደስ የሚለኝ ጊዜ ነው ማለት ነው። አንዳንድ ሰው ለምሳሌ ጡዋት ሁለት ሰዓት ሲሆን ቁርስ የሚበላበት ሰዓት ስለሆነ ደስ የሚለው ሰው ይኖራል እንዲሁ ደግሞ ማታ ቁጭ ብሎ ሁለት ሰዓት ሊሆን ይችላል ሁለት ሰዓትም ደስ ሊለው ይችላል እና የሰው ባህሪ እንደየ የሰው አመሉ ልክ እንደየባህሪው እንደየመልኩ ይለያያል እንደሚባለው ሁሉ ከዚህ ጋም ተያይዘው ትልቅ የምንለያይበት ሂደት ከተለያዩ ሰዎች ጋር አለና ጥሩ የሆነ ልዩነት ወይም ደግሞ ጥሩ የሆነ የመቀራረብ ሂደትም እንዲሁ ደግሞ የሚኖረው ሰዎች ይኖራሉና ከ ቀን ውሎያችን ጋ ወይም ደግሞ ከቀን የምናሳልፈው የሰዓት አይነት ስንመለከት እንዳልኩት እንግዲህ በጥሩ ሁኔታ የምንመለከትበት ጊዜ አለ ለምሳሌ እኔ አሁን ቀን ከሰአት ዉሎ ይልቅ ደግሞ ጡዋት ላይ ለምሳሌ ወደ ስራ ሲሄድ ሁለት ሰዓት ላይ በጣም በቃ ደስ እያለኝ የሚሄድበት ሁኔታ አለ እና ያው እንደሌሎቹ በጣም ደስ ባይለኝም ያው በተወሰነ መንገድ ዘና ዘና እያልኩኝ የሚሄድበት ሂደት ስለሆነ ያው ጡዋቴን በሚገባ የሚጀምርበት ሂደት ስለሆነ ሚሆን ብቻ በደንቡ አልተረዳውም እንዴት እንደዚህ ልሆን እንደቻለ ምክንያቱን እና ግን ግን በቀላሉ አሪፍ የሆነ የእንቅስቃሴን የማረግበት ሂደት አለና አጠቃላይ ጥሩ የሆነ እንቅስቃሴን አርግቼ የተለያዩ የቀን ስራዎችን ሰርቼ ወይም ደግሞ የቀን የማረጋቸው የተለያየ ስራ አይነቶችን አርግቼ በሚገባ እንግዲህ ምሳ ሰዓት ሲደርስ ሰዓት ላይ ወይም ደግሞ ሰባት ሰዓት ላይ ወደ ቤት የምመለስበት ሂደት አለና እንዲው ደግሞ ከዛም አልፌ ወደ አስራ አንድ ሰዓት ላይ እንዳልኩት ወዲህ አና ውዲህ የምዘናናበት ሂደት ነውና አጠቃላይ እንግዲህ ይሄን መመልከት እንችላለን ብዬ አስባለው። ከቀን አቆጣጠር ጋር ወይም ደግሞ ከይቅርታ ከቀን ሰዓት ከቀን ሰዓት መረጣ ጋር አና በብዙ መንገድ መመልከት እንችላለን ለምሳሌ አንዳንድ ሰው እንደዉም ከምሽቱ ሁለት ሰዓት ላይ በሚገባ የሚደሰትበት ጊዜ ሊሆን ይችላል እና አንዳንድ ሰው ደግሞ ስምንት ሰዓት ዘጠኝ ሰዓት ላይ ሊሆን ይችላል እና ያው እንደየ ሁኔታው የሚለያይበት ሂደት ስላለ ነው እንጂ ያው ማንኛውም ሰው ደግሞ ጡዋት ጡዋት በደንብ ያው ይወዳል ማለት ነው። ምክንያቱም ለምሳሌ የተለያዩ ቸርቻሪዎች የምትጫወት የተለያዩ የተለያየ ሙያ ላይ የተሰማሩ ሰዎች እንግዲህ በጡዋት ነው ወደ ስራ የሚንቀሳቀሱት ማለት ነው። ስለዚህ ትልቅ የሆነ የስራ ሁኔታን የሚያከናውኑበት ስለሆነ ጡዋት እንግዲህ ማንኛውም ሰው ደስ ብሎት በፍጥነት የሚነሳ ይመስለኛል። እኔ እንደተረዳሁት እና ይሄን ይመስላል ማለት ነው እንግዲህ የፀሀይ የቀን ሁኔታዎች

የስራ ጊዜ ገደብ ታስተካክላለህ የሚል ጥያቄ ነው? እንግዲህ የስራ ገደብ በሚገባ አስተካክላለሁ በሚገባ። ጥሩ አድርጌቼ የማወጣበት ሂደት አለ። እንግዲህ የስራ ገደብ ሲኖር እንግዲህ በጣም ጥሩ ነገር ነው ብዬ አስባለሁ። ምክንያቱም የስራ ገደብ እንግዲህ ስንመላከተው ትልቅ የሆነ የጊዜ አጠቃቀም ጋር ተያይዞ የሚባክኑ የጊዜ ሂደታችን የሚገባ እነሱን አንድ ላይ የመጨመር ሂደት ይኖረናል። እና እያንዳንዱ የጊዜ አጠቃቀማችንን በሚገባ መጠቀም አለብን። እና እንዲሁ ደግሞ የስራ ጊዜ ገደብ ሲኖር ምንድነው? በዋነኝነት እንግዲህ ትልቅ የሆነ የማስተዋል የማስተዋል እና ለዛ ስራ የማሰብ ሂደት በሚገባ ሰዎች እንዲሰማቸው ማድረግ ይቻላል። እንግዲህ በስራችን የገጠርነው ሰው ወይ እንግዲህ የተሻለ አድርጎ ወይም ደግሞ ጥሩ የሆነ ሊሰሩ የፈለጉት ሂደት ይኖራሉ። እና እንደ አጠቃላይ ይሄ የሚገባ የስራ ጊዜ ገደብ የሚለውን በሚገባ አቀርባለሁ። ምክንያቱም ወይም ደግሞ በሚገባ አስቀምጣለሁ። እና የተለያዩ መስሪያ ቤት የተለያዩ ሰራተኞች በሚመጡበት ጊዜ እያንዳንዱን ነገር ከጠየኳቸው በኋላ ጥሩ የሚባል ሁኔታዎችን ስመለከት በሚገባ ወደዛ ስራ ሊገቡ እንደሚችሉ በደንብ አስረዳቸዋለሁ። አጠቃላይ ትልቅ የሆነ የ የስራ ሂደት እንዳለ ወይም ደግሞ ጥሩ እንደሆነ በሚገባ ማወቅ እና መረዳት ይቻላል ብዬ አስባለሁ። እያንዳንዱን የስራ ሂደት በሚገባ ይሄን ማረግ ይቻላል ማለት ነው። እንዲሁ ደግሞ የስራውን ምንነት አንድ ላይ አጣምረን በሚገባ ከጊዜው ጋር የምንራመድበት ይኖራልና ያው በጥሩ ሁኔታ የሚሰሩ ስራዎችን እንዲሁም ደግሞ በሚገባ የሚሰሩ ስራዎች እና እንዲሁ ነው በጣም እያለገገ የሚሰራውን ሰው በሚገባ የሚመለከትበት ሂደት አለና በጥም ሁኔታ። የስራን ጊዜና የ የስራ ጊዜ ገደብን እንግዲህ በሚገባ ለተለያየ ሁኔታ የማውልበት ሂደት አለና። እንግዲህ ያኔ የማደርገው ምንድንነው? ትልቅ የሆነ የ እንቅስቃሴ የሚያደርጉ ጎበዝየሆኑ ታታሪ ሰራተኞች ደግሞ በተሻለ ነገር የሚከፈላቸው ሂደት አለና ትልቅ የሆነ እንቅስቃሴ የሚደረግበት ነው ማለት ነው። እንደ አጠቃላይ በሚገባ እንግዲህ ይህንን የሚባል የተለያየ የ የእውቀት ወይም ደግሞ የተለያየ የሙያ ጥበብ ያለው ሰው እንግዲህ የስራ ጊዜ ገደብ በሚገባ ይኖረዋልና። በደንብ እንደዚህ አይነት የጊዜ ገደብ ወይም ደግሞ የጊዜ አጠቃቀሙን ተያይዞ እንግዲህ ለምሳሌ አንድ ሰራተኛ ፍቃድ ሲጠይቅ በምንምክንያት እንደጠየቀና በምንምክንያት ወደዚህ እንደዚህ አይነት ሀሳብ ውስጥ እንደገባ በሚገባ የምጠይቅበት ሂደት አለና ከዚህ ጋር ተያይዞ ነው እንግዲህ ትልቅ የሚባል የአስተሳሰብ ሂደት የሚፈጠረው ማለት ነው። እና እያንዳንዱ ሰዎችም ወይም ደግሞ የስራ ባልደረቦችም ደግሞ ሊሰሩ የሚፈልጉ ሰዎች የተቀጠሩ ሰዎች መሄድ የሚፈልጉበት ሰዓት የሚፈልጉበት ሙያ እና እንዳጠቃላይ የስራ ጊዜ ገደብ በሚገባ አወጣለሁ ማለት ነው። እንዳልኩት እና ጥሩ የሚባል ከሰራተኞቼ ጋር ጥሩ የሆነ ግንኙነት የማደርግበት ሂደት አለ። ያው በርካታ ለጊዜው እንግዲ ያሉት ይበቃሉ ብዬ አስባለሁ። በጊዜ ሂደት ደግሞ የተሻለ የተሻለ ውጤት ያለው ይሆናል። እና ትልቁ ነገር ምንድነው? የስራን ጊዜ ገደብ እንዳወጡ በሚገባ እንዳለ እያንዳንዱን ወይም ደግሞ ከዛ ከስራው ቢቀር በምን አይነት ችግር ሊቀር እንደሚችል ለዛ ነው። ብሎ ተይው ከዛም በመቀጠልም ደግሞ ጥሩ በሚባል የስራ ፍላጎትም ሰዎች ይኖራቸው በጣም ያስደስታል። እና ከዚህ ጋር ተያይዞ ትልቅ የሆነ ውጤት ሊያወጣ ይችላል። እያንዳንዱ የስራ ዘርፍና ደግሞ የተሰማራንበት የዘራር ዘርፍ ጥሩ እና እንግዲህ እንደ አጠቃላይ በሚገባ ይሄን ይመስላል ማለት ነው። እንደ አጠቃላይ በዚህ